የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ ባንጎ ብርቱካን እንዲሁም ደግሞ አቮካዶ ሙዝ እንደገናም ደግሞ ፓፓያ የተለያየ የሆነ ፍራፍሬ እወዳለሁ ማለት ነው። ብዙ አይነት ፍራፍሬዎች አሉ አንዳንድ ሚም መራራ የሆኑ ፍራፍሬዎች አሉ አንዳንድ ደግሞ በጣም ጣፋጭ የሆኑ ፍራፍሬዎች አሉ። ማህበረሰባችን መራራ የሆነውን ይወዳል ጣፋጩን ደግሞ መራራውን ይጠላል ጣፋጩን ደግሞ ይወዳል አንዳንዱ ደግሞ ጣፋጩን ይወዳል መራራውን ይጠላል እና የተለያየ የሆነ ጣዕም ስላላቸው የሰው ምርጫ ደግሞ የተለያየ ነው ማለት ነው። በብዛት የምንጠቀመው እኛ ጋር ማንጎን ነው ማንጎ ትልቅ የሆነ ሀሪፍ የሚባል ጣዕም አለው ማለት ነው። እና ደስታን ይሰጣል እንዲሁም ደግሞ ተፈጭቶ በውሃ መልኩ ለመጠጥነት ወደ እንደ መጠጥነት ቀየረ ነው እንጠጣዋለን ማለት ነው። እና ማንጎ ሀሪፍ ነው ማንጎ የት የት ይገኛል ካለ ማንጎ ከመሬት ነው የሚበቅለው ዛፍ ላይ ነው። በቅሎ የምናገኘው እንዲሁም ደግሞ ሌሎችን ፈራፍሬ በምናይ ሰዓት እነ ፓፓያ። ከመሬት በቅለው ዛፍ ላይ ነው የምንቆርጣቸው እነ ሙዝን ሙዝ ደግሞ በተለይ በብዛት በአንድ ቦታ ላይ ሆኖ ተከማሽቶ ነው የሚያድገው ከዛ በኋላ ካደገ በኋላ ያን ሙዝ። አረንጓዴ ከሆነ ሙቃታማ ቦታ ውስጥ በማድረግ ቢጫ እስከሚሆን እንጠብቀውና ቢጫ ከሆነ በኋላ ይበላል ማለት ነው። እና በዚህ መልኩ እንመገበዋለን ሲቀጥል ደግሞ አሪፍ ብዬ የማስበው የምግብ አይነት ብርቱካን ነው። ብርቱካን በጣም አሪፍ ነው ትንሽ ይቆመጠጣል የሎሚ አይነት ባህሪ ያለው ብርቱካን ግን የሎሚ አይነት ባህሪ ቢኖረውም አሪፍ የሆነ ጣዕም ያለው ከሎሚ የሚሻል የሚጣፍጥ ለተለያዩ ጁስ ለመስራት የሚያገለግል የሆነ ፍራፍሬ ነው። እና እነዚህ ፍራፍሬዎች በአንድ ላይ ተደባልቀው ለሰው ልጅ ጤናን ይሰጣሉ ማለት ነው። ለምግብነት ይውላሉ ወይም ደግሞ እንደ ቋሚነት ምሳ ቁርስ ምሳ እራት ላይ እንበላቸዋለን ብለን በምንጠይቅ ሰዓት ምሳ ቁርስ ላይ አይበሉም የሚበሉት መቼ? ነው ከምግብ በኋላ ብቻ ነው የሚበሉ የዛን ጊዜ ነው የምንበላው ልንበላቸው የምንችለው ማለት ነው። ያም የሆነበት ምክንያት ሆዳችን ውስጥ ገብተው ትንሽ የሆንን የምግብ አይነት የምግብ ፍላጎትን ብቻ ነው የሚያስወግዱና ሙሉ ለሙሉ ረሃባችንን አያስወግዱም ወይም ደግሞ አያጠፉም። ስለዚህ ምንድነው ወይም ማድረግ ያለብና ከምግብ በኋላ እንደ ጁስ መልኩ በጁስ መልኩ ፈጭተን እንጠጣቸዋለን ማለት ነው። ህፃናት ምን የትኛውን ፍራፍሬ ነው የሚወዱ? ካልን ህፃናት የሚወዱት ፍራፍሬ በብዛት ሙዝና ማንጎን ነው። እንዲሁም ፓፓያ አቮካዶ ብርቱካን አይወዱም ብርቱካን ለምንድነው የማይወዱት? መራራ ስለሆነ ተፈላጊነት የለውም ማለት ነው። እነሱ ዘንድ ያው ብርቱቃን የሚበሉት ትላልቅ ሰዎች ናቸው። ሽማግሌዎች እንዲሁም ደግሞ ወጣቶች ነው ብርቱካንን የሚበሉ ማለት ነው። ብርቱካን ምን ላይ ምን ላይ እናደርገዋለን ካልነ ጁስ ላይ ይሆናል። እንዲሁም ደግሞ መጠጥ ላይ ይሆናል ኮካኮላ የሚጠጡ ማነው? መጠጥ የሚጠጡ አልኮል አይነት ምግቦች ላይ ይሆናል ማለት። አመሰግናለሁ። ያለኝ ሀሳብ ይሄ ነው። ቻው

"መብረቅ ፈሪ ነህ?" መብረቅ እኔ አልፈራም። መብረቅ በብዛት ሲመጣ በ ከዝናብ በኋላ የሚመጣ የሆነ የድምጽ ስለሆነ እኔ እንደ ማንኛውም ነገር ኖርማል ነው ብዬ ነው የማስብና መብረቅ አያስፈራኝም። መብረቅ ልንፈራበት የምንችልበት አጋጣሚ መቼ ነው? በአየር እየሄድን ካለ ለምሳሌ የዛን ጊዜ ዝናብ ከዘነበ ምናልባት መብረቅ በሚመጣ ሰዓት ያው ለሰማይ አየሩ ለሰማይ ቅርብ ስለሆነ መብረቅ ሊመታው ይችላል፤ እና ያው ሊከሰከስ ይችላል። በዛ ምክንያት ያው በዛ ሰዓት ላይ መብረቅ ልፈራ እችላለሁ እንጂ መሬት ላይ ሆኜ በብዛት መብረቅን አልፈራም። መብረቅ ምን አይነት ነው ካልን ብልጭ የሚል እንደ ኤሌትሪክ አይነት እንዲሁም ደግሞ ከባድ የሆነ ድምጽ ያለው አስፈሪ የሆነ ድምጽ ያለው ነው፤ እና መብረቅ ሲጮህ እንዳለ ምድር ላይ ያለ ነገር ሁሉ ይሰማዋል መብረቅ፤ እና ከባድ የሆነ ድምጽ ነው ያለው መብረቅ። መብረቅ በመብረቅ የተመታ ሰው ምንድነው ማድረግ ያለበት ካልነ፤ በመበረቅ የተመታ ሰው ካገኘነ እኛ ማድረግ ያለብን መሬት ቆፍረን አፈር ውስጥ መቅበር ነው ያለብን ማለት ነው። ከዛ በኋላ ያው መብረቁ ይወጣለታል ይሻለዋል እንደዛ ነው ማድረግ ያለብነ። ከዛ በኋላ አፈር ውስጥ ቀብረን ካወ ካወጣነው በኋላ ቀጥታ ወደ ዶክተር መውሰድ አለብን መብረቅ የተመታ ማለት ነው። መብረቅ የተመታ ሁሉ ይሞታል ማለት አይደለም አንዳንድ የሚድን አለ ሳይሞት፤ ያው ደንግጦ ብቻ የሚቀር አለ እና መብረቅ ያው ከባድ ነገር ነው መብረቅ እንደማይፈራ ሰው የለም። መብረቅ ከመቼ መቼ ነው የሚከሰት ብለን በምንጠይቅበት ሰዓት መብረቅ የሚከሰት አብዛሀኛው ጊዜ ከዝናብ ዝናብ እየዘነበ ሳለ ነው። ዝናብ እየዘነበ ሳለ መብረቅም አብሮ ተከትሎት ይመጣል። መብረቅ ይዘ መብረቅ ሲበርቅ በዛውም ዝናብ አብሮ ይዘንባልና አንድ ላይ ነው የሚመጡ ማለት ነው። ሲቀጥል ያው ከመብረቅ ጋር አንዳንዴ ከዳመና ጋር ይመጣል ዳመና ምንድነው ዝናብ በሚዘንብበት ሰዓት በዳመና ውስጥ መብረቅ አለ እና የዛን ጊዜ ይከሰታል ማለት ነው፤ እና መብረቅ በጣም የሚያስፈራ የሆነ ፍጡር ነው። ስሪት ነውና መብረቅ ከባድ ነገር ነው። መብረቅ አንዳንድ ጊዜ አይታችሁ ከሆነ ማታ ቀኑ ሲጨልም ዝናብ በሚዘንብበት ሰዓት መብረቅ በሚመጣ ሰዓት እንዳለ እንደ ጨረቃ ምድሩ ሁሉ የነጋ ይመስላል እና መብረቅ ትልቅ የሆነ ሀይለኛ የሆነ ብርሃን ነው ያለው ማለት ነው። መሬት ላይ የፈለ ወደፈለገው ቦታ ይደርሳል ብርሃኑ እና እሱም ደግሞ ለአንድ ሰከንድ ያህል ለአንድ ሰከንድ ያህል ብቻ ነው ያ መብረቅ ሊከሰት የሚችለው፤ ከዛ በላይ አይቆይም። እንደ ጨረቃ ወይም ደግሞ እንደ ፀሀይ አይቆይም ማለት ነው። ወዲያው አንድ ጊዜ ብቻ ብልጭ ካለ በኋላ ወዲያውኑ ተመልሶ ይጠፋል መብረቅ ማለት ነው። እና መብረቅ የምንለው በጣም ከባድ ነገር ነው መብረቅ እንደ ኤሌክትሪክ፤ ኤሌክትሪክ እንደውም ይሻላል ከመብረቅ አንፃር ኤሌክትሪክ ይሻ ኤሌክትሪክ የሚሻል ይመስለኛል። ምክንያቱም ኤሌክትሪክ ያን ያህል ብዙም ጠንካራ የሆነ እንደ መብረቅ አይነት ጠንካራ የሆነ ሀይል የለውም። መብረቅ ግን በጣም ሀይሉ ከባድ ነው። ኤሌክትሪክ ብለን ብንወስደው ከኤሌክትሪክ እንደውም የባሰ የሆነ ሀይል ነው የተሸከመ መብረቅ፤ እና ያው መብረቅ የተመታ ሰው ያው ማድረግ ያለበት ጥንቃቄ አለ፤ ወይም ደግሞ መብረቅ ከመመታታችን በፊት ማድረግ ያለብን ብዙ ጥንቃቄ አለ ማለት ነው። ለምሳሌ በሰማይ እየሄድን ሳለ ማድረግ ያለብን ስልካችንን እየተጠቀምን ከሆነ መዝጋት ወይም ደግሞ ምንድነው ማድረግ ያለብን ፍላይት ሞድ ማብራት። ፍላይት ሞድ በምናበራበት ሰዓት የእኛን መብረቅ ከመመታት ያድነናል ማለት ነው። አውሮፕላኑ መብረቅ ከመመታት ሊያድነው ይችላል። ምክንያቱም ኤሌክትሪክ ስለሆነ ስለሚስብ ተብሎ ያው ፍላይት ሞድ ማብራቱ ይሻላል እና እንደዛ እንደውም አብዛኛውን ጊዜ አይታችሁ ከሆነ በአየር እየሄድን ሳለ ምን ይሉናል እዛ ሰራተኞች ሁላችሁም ያው ፍላይት ሞድ እንድናበራ እንታዘዛለን፤ ወይም ደግሞ ስልካችንን እንድንዘጋ እንዳንደውል የስልክ ጥሪ እንዳናደርግ እንከለከላለን፤ እና በዛ ሰዓት ደግሞ ያው እንደታወቀው ኔትዎርክም ስለማይኖር ጥሩ ይሆናል ማለት ነው፤ እና በዛ ሰዓት ብቻ መብረቅን ልንፈራ ይገባናል መጠንቀቅ አለብን፤ እንደውም ፎቅ ላይ ያለን ሰዎች ደግሞ በተለይ ፎቅ ላይ ያለን ሰዎች ዝናብ በሚመጣ ሰዓት ማድረግ ያለብን ወደ መሬት ወደ ምድር መውረድ አለብን። መብረቅ አብዛሀኛው ቦታ የሚከሰት ከሆነ "ምንድነው ማድረግ ያለብን?" ካልን፤ መተኛት ነው። በፊታችን በግንባራችን መሬት ላይ ተደፍተን ማሳለፍ አለብን መብረቁን ማለት ነው እንዳንመታ ለማለት ነው። ብዙ ነገራቶች አሉ መብረቅን ለመከላከል ግን ዋና ዋናዎቹ እነዚህ ናቸው ለማለት ነው። አመሰግናለሁ ያለኝ ሀሳብ ይሄ ነው። ሌላ ጥያቄ ካለ ለመስተናገድ ዝግጁ ነኝ ያው ቻው።

ዶሮ አለህ? ዶሮ አዎ አለኝ። ግን ቶሎ ነው የማርዳት ቶሎ ቶሎ ነው በምንገዛ ሰዓት ቶሎ ነው የማርዳቸው። ዶሮ በምን ሰዓት ልትገዛ ትችላለህ? ካላችሁኝ እኔ ቀዳሜ እና እሀድ በብዛት ዶሮ ነው የምመገበው። በዛ ሰዓት ዶሮ እገዛለሁ ማለት ነው። እና ከሁለት ቀን ወይም አንድ ቀን ነው ልትቆይ የምትችል። በብዛት ደግሞ እኛ ማህበረሰብ ዶሮ የሚገዙበት ቀን መቼ ነው። ብለን በምንጠይቅ ሰዓት ዶሮ የሚገዛበት እኛ ማህበረሰብ በበዓል ሰዓት ነው። ለምሳሌ የገና ሰዓት የፋሲካ ሰዓት የአመት ባህሎች ማለት ነው። የእንቆጣጣሽ ሰዓት የጥምቀት ሰዓት ምን ይገዛል ዶሮ ይገዛል። ዶሮ ከተገዛ በኋላ ያው በዓልን በዶሮ ዶሮ የዶሮ ምግብ በመብላት የዶሮ ወጥ በመብላት ያሳልፋሉ ማለት ነው። እኛ ጋር ደግሞ በሙስሊሞች ደግሞ ዶሮ የሚገዛበት ቀን ያው የበአል ለታ ነው እሱም ደግሞ የኢደል ፍጥርና የኢደል አውዳሃ የሚባሉ ሁለት በዓላት ላይ ዶሮ ይገዛና እንመገባለንና በእነዚህ ሁለት በዓላት ዶሮ ይገዛል። እና ሙስሊሙም ክርስቲያኑም በዓሉን ሲያከብር ዶሮ ነው የሚገዛ። እና በብዛት ዶሮ እራት ላይ ወይም ደግሞ ምሳ ላይ ነው የሚበላ። ቁርስ ላይ አብዛኛው ጊዜ የምንበላ ገንፎን ነው የምንመገብ። ምሳ እና እራት ላይ ግን ዶሮን እንመገባለን። ዶሮ ምን አይነት ጣዕም አላት? ስንል ዶሮ ጣፋጭ የሆነ ጣዕም አላት። በጣም ለ ለጉሮሮ እንዲሁም ደግሞ ለምላስ ለሆድ ደስ የሚል የሆነ ጥፍጥና ነው ያለው። ዶሮ ማለት ነው የዶሮ ምግብ የዶሮ ስጋ ከሌላ ስጋዎች የሚለይበት ብዙ ምክንያቶች አሉት ያም ደግሞ ምንድነው? የበግ ስጋ ስንል ለምሳሌ ጠንካሬን ይሰጣል ያው ጣፋጭም ነው። ግን እንደ ዶሮ አይሆንም የዶሮ እኮ በጣም ደስ የሚል የሆነ ጣፋጭነት ያለው። እንዲሁም የማይመር በደስታ በፍቅር ከቤተሰቦቻችን ጋር ተሰብስበን የምንመገበው። የሆነ እንዲሁም ደግሞ አስራ ሁለት ብቻ አካል ነው ያላት ዶሮ እና ያቺን አስራ ሁለቷን አካል አስራ ሁለቷን ስጋዋን ስጋዋን የምንመገብባት የሆነ ሀሪፍ የሆነች የምግብ አይነት ናት ዶሮ። እና የስጋ አይነት ናት ዶሮ አብዛኛው ጊዜ ለስንት ያህል ቀን ለስንት ያህል ቀን እናቆያለን? ብለን በምንጠይቅ ሰዓት ዶሮን የምናቆየው ቀን አብዛኛው ጊዜ ለሶስት ቀን ወይም ደግሞ ለሁለት ቀን ሊሆን ይችላል። ማለት ነው ዶሮ የሚያረባ እንደ ሀገራችን ለምሳሌ ብዙ ብዙ ዶሮ የሚያረቡ የመንግስት ድርጅቶች አሉ። ከእንቁላሉ እንዲሁም ደግሞ ከስገው የሚጠቀሙ ማለት ነው። ብዙ አይነት የመንግስት ድርጅቶች አሉት አሉ። እና በብዛት እነሱ ምንድነው? ዶሮውን የሚገዙት ለእንቁላል ሆኖ ለእንቁላል ምርት ለእንቁላል ፋብሪካ በሚል ዶሮዎችን እየገዙ እያራቡ እንዲሁም እየተንከባከቡ በተለያዩ የአዋቂ የሆነ የእንስሳት የእንስሳት ሀኪም እያሳከሙ አብረው ያቆያቸዋል ማለት ነው። በስርዓት እና እነሱ አብዛኛው ጊዜ የሚጠቀሙበት ሴቱን ዶሮ በብዛት ከወንዱ ዶሮ ጋር በማገናኘት ግንኙነት እንዲፈጥሩ በማድረግ እና የእንቁላል ምርትን እንዲስፋፋ ያደርጋሉ። እና በዚህ ምክንያት የዶሮውን ያረባሉ ወደ እኛ ስንመጣ ግን እኛ አብዛኛው ጊዜ ዶሮውን የምንገዛው ልናረበው ሳይሆን ልንመገበው ነው። ሴትም ቢሆን ወንድም ዶሮ ገዝተን ምንድነው የምናደርገው? ወዲያውኑ የምናርደው። በተለይ አሸኳይ ለሆነ ነገር ለባእል ሲሆን፣ ወይም ደግሞ ለምርቃት ሲሆን፣ እንዲሁም ደግሞ ለአመት ባእል፣ ለልደት ሲሆን ምንድነው የምናደርገው? የምንገዛው እንስሳ ዶሮን ነው የምንገዛው። ዶሮን ከገዛነው በኋላ ወዲያውኑ አርደን ላስቸኳይ ምግብ እናቀርበዋለን። ማለት ነው ቤተሰቦቻችን ጠርተን እየሳቀን እየተጫወትን ያን ዶሮ ብንመገበው ይሆናል ማለት ነው። እና ይኸው ዶሮ አብዛኛው ሰው አያረባም አለም ብለን ብንጠይቅ ያ አመት በዓል ለምሳሌ ቢጠየቅ ያ ሰው ዶሮ አለህ ወይስ የለህም ተብሎ ቢጠየቅ አዎ ዶሮ አለኝ ብሎ ይመልሳል። ማለት ነው ያለበለዛ ግን ዶሮን ዝም ብሎ ገዝተው አያስቀምጡም። ምክንያቱም የመሞት እድሉ ሰፊ ስለሆነ ማለት ነው። ዶሮ ከሌሎች እንስሳ አንፃር ስናየው ዶሮ ቶሎ በበሽታ የመጠቃት የሆነ እድል አለው ማለት ነው። ወዲያው በሽታ ያጠቃዋል እርጥብ ነገር ራሱ መሬቱ እርጥብ ከሆነ ያው በተለያዩ የሆኑ ጥገኛ ተህዋሲያን ተጠቅቶ ሊሞት ይችላል ማለት ነው። ወዲያውኑ ወይም ደግሞ ሊታመም ይችላል። እንደዛ እንዳይሆን ምንድነው ማድረግ ያለብን? እንክብካቤ ያስፈልገናል። የምናቆየው ከሆነ እንክብካቤ ያስፈልገናል። ማን አቆየው ከሆነ ግን ወዲያው ገዝተን ወዲያው ማረድ ይጠበቅብናል። ማለት ነው እና በዚህ መልኩ ዶሮን ልንጠብቅ ይችላል እንችላለን። ከምግቡም ደግሞ ልንጠቀም እንችላለን ለማለት ነው። ያለኝ ሀሳብ ይሄ ነው በዶሮ ላይ ተጨማሪ ካለ በሌላ ርዕስ መመለስ ይሆናል። አመሰግናለሁ እወዳችኋለሁ ሁላችሁን።

ወተት ትጠጣለህ አዎ ወተት እጠጣለሁ አብዛኛው ጊዜ በወተት ነው ያደኩ ራሱ ልጅ እያለው አንስቶ ልጅ እያለሁ ወተት የምጠጣው ከእናቴ ጡት በመውሰድ ነውና ያሳደገኝ ነገር ሰውነቴን የገነባው እንዲሁም እድሜ ደግሞ አሁን ላይ ያለሁበትን እድሜ እንድዘልቅ ያደረገኝ ነገር ቢኖር ያደረገኝ መጠጥ የምግብ አይነት ወተት ብቻ ነው። እኔ ልጅ እያለሁ ህፃን እያለሁ እንዲሁም ደግሞ ማንኛውም ህፃን ከልጅነቱ ከእናቱ ሆድ ሲወጣ የሚጠበው የእናቱን ወተት ነው የእናቱን ወተት የማያገኝ ሰው አብዛኛው ጊዜ አእምሮ ሊጎደ ይችላል። ቶሎ የማሰብ እንዲሁም ደግሞ ሰውነቱ ትንሽ ችግር ያጋጥመዋል ማለት ነው ሰውነቱ ላይ የተስተካከለ የሆነ ቅርጽ የተሟላ አስተሳሰብ የተሟላ ሰውነት ላይኖረው ይችላል ማለት ነው። እና ወተት ወሳኝ ነው በተለይ የእናት ወተት ሲሆን ትልቅ የሆነ ጠቀሜታ አለው ማለት ነው። ወተት እኔ በብዛት መቼ መቼ ነው የምጠጣው አብዛኛው ጊዜ ወተት የምጠጣው በቀን ማታ ማታ ሁል ጊዜ ወተት እጠጣለሁ ልተኛ ስል ማለት ነው። እንዲሁም ደግሞ ጠዋት ስነሳ ወደ ስራ ልሄድ ስል ወይም ደግሞ ተማሪ ተማሪ ከሆንኩኝ ወደ ትምህርት ቤት ለሄድ ስል ወተት ጠጥቼ ነው ምሄድ ማለት ነው። አብዛኛው ህፃናቶች በምንመለከት ሰዓት ህፃናቶችም እንደዚሁ የሚወዱት ወተትን ነው። ወደ ትምህርት ቤት ሊሄዱ ሲሉ ወተት አጠጥተው ይልኳቸዋል። እንዲሁም ደግሞ ወደ ቤታችሁ ሊተኙ ሲሉ ማታ ወተት ጠጥተው ነው የሚተኙና ወተት ትልቅ የሆነ የምግብ አይነት ነውና ወተት መጠጣት ያስፈልጋል ለልጆቻችሁ አጠጧቸው ወተቱን እባካችሁ ወተት የሚጠጣ ልጅ ጎበዝ ይሆናል ይጠነክራል ያድጋል። አስተሳሰቡም ጥሩ ይሆናል ፈጣን የሆነ የአስተሳሰብ ችሎታ ይሰጠዋል ማለት ነው እና ደስተኛ እንዲሆን ያደርገዋል። ወተት የሚጠጣ ልጅና ወተት የማይጠጣ ልጅ ትልቅ የሆነ ልዩነት አላቸው በቅልጥፍናም በሰውነትም እንዲሁም ደግሞ በሞራልም ትልቅ የሆነ ልዩነት ይኖራቸዋል ማለት ነው። እና ወተት የሚጠጣውን ስናየው በሞራል የታነጸ ሰውነቱ ያደገ እንዲሁም ደግሞ ፊቱ የሚያምር የሆነ አስተሳሰቡም እንደዚሁ ቀልጣፋ የሆነ ልጅ ይሆናል ማለት ነው። ወተት የሚጠጣው ወተት የማይጠጣውን በምናየው ሰዓት ደግሞ ሰውነቱ ይከሳል አስተሳሰቡ ይደክማል ሞራል አይኖረውም እንዲሁም ደግሞ ቶሎ ቶሎ አያድግም ማለት ነው። ጓደኞቹ ጥለውት ሲያድጉ እሱ አያድግም እና ወተት ትልቅ የሆነ ንጥረ ነገር ብዙ አይነት ንጥረ ነገር ስላለው ወተት መጠቀም ግድ ይለናል። ወተትን ለልጆቻችን ለእኛ እንዲሁም ደግሞ ለቤተሰቦቻችን መስጠት ያስፈልገናል። ወተትን እና እባካችሁ ወተት ላይ ዝንጉ አትሁኑ ትልቅ የሆነ መሳሪያ ነው ማለት ነው። የበሽታ መሳሪያ ነው የበሽታ ማጥፊያ የበሽታ መከላከያ አቅምን የሚጨምር የሆነ የምግብ አይነት ነው። ወተት እና ወተትን ጠጡ ለማለት ነው። ወተት ከምን ከምን ጋር አብሮ ተደባልቆ ይጠጣል ብለን በምንጠይቅ ሰዓት ወተት ከሻይ ጋር ሊጠጣ ይችላል። እንዲሁም ደግሞ ወተት ከቡና ጋር ሊጠጣ ይችላል ማኪያቶ የምንለውን ነገር እና እንደዛ አድርገን እኛ ራሱ ወተት ስንፈልግ በዚያ መልኩ መጠጣት ይኖርብናል ማለት ነው። ለልጆቻችንም መስጠት ይኖርብናል። አሁን ወተት ብዙ አይነት ወተት አለ የዱቄት ወተት አለ እንዲሁም ደግሞ ፍሪጅ ውስጥ የሚገባ የሚባል ወተት አለ። እና ብዙ አይነት ወተት አሉ ከምን ከምን ነው የምናገኛቸው እነዚህን ወተቶች ካልን ከላም ከላም እናገኘዋለን ከፍየል እናገኘዋለን እንዲሁም ደግሞ ከግመል እናገኘዋለን ማለት ነው። በብዛት አብዛኞቻችን ላም ያለን ሰዎች ማህበረሰቦች እኛ በቀላሉ ወተትን በቀጥታ በመሄድ በእጃችን ብቻ እጃችንን በመጠቀም ወተቱን በእቃ ላይ ቀድተን መጠጣት እንችላለን ማለት ነው። በፈለግነው ጊዜው ለእኛ የምንወስደው እንዲሁም ደግሞ ለመሸጥም ገንዘብ ለማግኘትም ይሆነናል ማለት ነው። ወተት እና ብዙ አይነት ጥቅም አለው የወተት ጥቅም ተነግሮ አያልቅም ለማለት ነው። ወተት በብዛት ጣዕሙ ምንድነው ይጣፍጣል ወይስ ይመራል? ስኳር ስኳር ነው የሚል ወይስ ጨው ጨዋማ ነው የሚል ብለን በምንጠይቅበት ሰዓት? ወተት አብዛኛው ጊዜ ያው ስኳር ስኳር ነው የሚል ስኳር ስኳር ነው የሚል ጥሩ የሆነ በጣም ጣፋጭ የሆነ ጣዕም ነው ያለው ጠረን ነው ያለው ሽታውን ራሱ በመናሸተው ሰዓት ደስ የሚል ሽታ ነው ያለው። እይተውም ራሱ በጣም ነጭ ነው ያማረ የሆነ ነጭ ነው እና በጣም የሚያምር የሆነ መጠጥ ነው ወተት ማለት ነው። ከቡና ጋር በምናነጻጽረው ሰዓት ቡና በጣም ጥቁር ነው። እንዲሁ ደግሞ ስናየው ደግሞ በጣም የሚያስጠላ የሆነ እንደ ወተት አይሆንም። እና ወተት በጣም ትልቅ የሆነ አብላጫ የሆነ ቦታ አለ። ወተት ማለት ሁላችንንም ያሳድግና ማንኛውንም ሰው ማለት ይቻላል ህፃንም ሊሆን ይችላል። እንዲሁም ደግሞ ማንኛውንም እንስሳ እንስሳቶች ራሱ ሲያድጉ ሁሉም ሊያድጉ ሲሉ ህፃን እያሉ ወተት እየጠጡ ነው ያደጉና ሁሉም ሰው ሁሉም እንስሳ በወተት ነው ያደገ ለማለት ነው። ያለኝ ሀሳብ ይሄ ነው። አመሰግናለሁ

የሞባይል ዳታ ትጠቀማለህ የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳታ እጠቀማለሁ በብዛት የምጠቀመው አሁን ራሱ እየተጠቀምኩት ያለ የሞባይል ዳታ ነው። የሞባይል ዳታ ስንል። የዋይፋይ ዳታ የሚባል ነገር አለ የሞባይል ዳታ እና የዋይፋይ ዳታ ብለን በሁለት እንከፍለዋለን። የሞባይል ዳታ ጥቅሙ ምንድነው? ካልን በፈለግንበት ሰዓት በስልካችን ይዘነው የምንዞር የሆነ የማያስቸግርና የሆነ የዳታ አይነት ነው የሞባይል ዳታ በብዛት ብራችንን ከፍለን ነው የምንጠቀመው። ለምሳሌ ካርድ ሊሆን ይችላል እንዲሁም ደግሞ ከሰው ጋር ሼር በማድረግ በመጋራት ሞባይል ሆት ስፖት የሚባለውን ነገር በመክፈት። የሞባይል ዳታን ልናጋራም እንዲሁም ደግሞ ለራሳችን ልንጠቀም እንችላለን ማለት ነው። ወይፋይን በምንመጣ ሰዓት ዋይፋይ በብዛት ያው የተገደበ የሆነ ዳታ አይደለም እንደፈለግነው ነው የምንጠቀመው በወር አንድ ጊዜ ብቻ ነው የምንጠቀመው ማለት ነው። እና የሞባይል ዳታ እና የዋይፋይ ዳታ ምንድነው? የሚለያቸው ካልነ። የሞባይል ዳታ የማለቅ እድል አለው አንዴ ከሞላነው በኋላ ቶሎ ያልቃል። የዋይፋይን በምንጠይቅ ሰዓት ደግሞ በምንመለከት ሰዓት ዋይፋይ ብዙ ሰው መጠቀም ይችላል የፈለገ ሰው እየመጣ ሊጠቀም ይችላል ማለት ነው። አገናኝቶ ከዋይፋይ ጋር አገናኝቶ በስልኩ መጠቀም ይችላል። የሞባይል ዳታን በመጠቀም ምን ምን ማድረግ እንችላለን ብለን በምንጠይቅ ሰዓት። የሞባይል ዳታን በመጠቀም የተለያዩን አዳዲስ የሆኑ የውጭ ሀገር ዜናዎችን በመተግበሪያዎች መተግበሪያዎች ውስጥ በመግባት የሞባይል ዳታን ከዛ ላይ እንተገብረዋለን ማለት ነው። መተግበሪያ ውስጥ እንዲሁም ደግሞ የተለያዩ ሀገራት ላሉ ሰዎች በዋታፕ በቴሌግራም በኢሞ እንዲሁም ደግሞ በሚሴንጀር በእነሱ ልንገናኝ እንችላለን ማለት ነው። የተለያዩ ጥሪዎችን የተለያዩ የሆኑ መልእክቶችን መልእክቶችን ፎቶዎችን ቪዲዮዎችን ለመላክ ያስችለናል ማለት ነው። የሞባይል ዳታ እና። የሞባይል ዳታ አብዛኛው ጊዜ የሚጠቀሙ በጣም ደሃ የሆኑ ሰዎች ናቸው ቢባል አይከፋም ያ የሆነበት ምንድነው? በብዛት የዋይፋይ ብዙ ብርን ይጠይቃል በወር የምንከፍለው የዋይፋይ ብር እና ለዳታ በወር የምንከፍለው ብር አንድ አይደለምና የዳታ ትንሽ ነው። በጣም የዋይፋይ ሲሆን ግን ብዙ የሆነ ብርን ይጠይቃልና እና በብዛት ዳሃዎች ናቸው ወይፋዬን የምት እንትን ሞባይል ዳታን የሚጠቀሙ ማለት ነው። ዋይፋይ የሚጠቀሙ ደግሞ በብዛት በጣም አፍታም የሆኑ ትላልቅ ካምፓኒ ያላቸው ሰዎች ቅርንጫፋቸውን ለማስፋፋት ሲፈልጉ ያው እንደዚህ የኢንተርኔት አገልግሎት ስለሚያስፈልግ ምንድነው? የሚጠቀሙ ሞባይል ዳታን ነው የሚጠቀሙ ወይፋይን ነው የሚጠቀሙ እና። ወይፋይ ለመጠቀም ምንም ማድረግ አለብን ለመስፈርቱ ምንድነው? ብለን በምንጠይቅ ሰዓት ወይፋይ ለመጠቀም የወይፋይ የሆነ ማሽን ያስፈልገናል ሮተር ያስፈልገናል ያን የዋይፋይ ሮተር በመግዛት ቤታችሁን ውስጥ በማስገባት እንዲሁም ከስልካችን ጋር ኮኔክት በማድረግ መጠቀም ነው ማለት ነው። የሞባይል ዳታ ግን ስልካችን ላይ ያው ከላይ ያለውን የስልካችንን የስክሪኑን ወደ ታች በማድረግ ሞባይል ዳታ የሚለውን ኦን እና ኦፍ እያደረግን መጠቀም እና አለመጠቀም እንችላለን በሁለቱም ማለት ነው። እና ሞባይል ዳታ በዚህ መልኩ ከዋይፋይ ይለያል ማለት ነው። ሞባይል ዳታ አብዛኛው ጊዜ ምን ምን ሀገር ላይ ነው የሚጠቀሙት ካልነበ? በብዛት ኢትዮጵያ ውስጥ አፍሪካ ሀገር ውስጥ የምንጠቀመው የሞባይል ዳታን ነው ማለት ነው። የሞባይል ዳታ አሁን ላይ እንደተሰጠው መረጃ ከሆነ ኢትዮቴሌኮም በትንሹ ብዙ የሚባልን ብዙ ገንዘብን አትርፏል ማለት ነው። ከሞባይል ዳታ በተለይ ከዋይፋይ ብዙ ገንዘብን አትርፏል። እኛም ደግሞ ብዙ ከሰረናል እንደውም ብዙም ተጠቅመናል ማለት ነው። እንደየጥቅማችን አብዛኛው ጊዜ ሞባይል ዳታ የሚጠቀም ሰው አንዳንድ ብቻ አጫጭር የሆኑ ቪዲዮዎችን ለመስራት እንዲሁም ከሰዎች ጋር ለመገናኘት ብቻ የሚያደርገው ነው። የዋይፋይን የሚጠቀም ሰው ደግሞ ትላልቅ ቪዲዮዎችን የሚሰራ ስትሪም የሚያደርግ አይነት ሰው ነው ማለት ነው። የሞባይል ዳታ የሚጠቀም ያለኝ ይሄ ነው። አመሰግናለሁ

በብዙ ህዝብ መካከል መሆን ታመቻቻለህ ወይም ይመችሃል ለሚለው ጥያቄ እኔ በብዙ ህዝብ መካከል መሆን አይመቸኝም ያ የሆነበት ምንድነው? አይን አፋር ስለሆንኩ ማለት ነው እንዲሁም መናገር በብዙ ህዝብ መካከል ሆኜ ከሰው መካከል ሆኜ መናገር ይከብደኛል ማለት ነው። እና አንዳንድ አይን አፋር ሰዎች ከህዝብ ፊት ሆነው መናገር እንዲሁም የተለያዩ ነገራቶችን ማውራት። አይን አይን እያዩ መልክ መልክ እያዩ እየተያዩ ማውራት የሚከብዳቸው አሉ እና አይናፋር ሰዎች ናቸው። በብዛት እንዲሁም ደግሞ አንዳንድ የማይፈራ ሰው የማይፈራ ራሱን በራሱ የሚተማመን ጎበዝ የሆነ ሰው አለ ማለት ነው። ብዙ ልጆች አሉ እኔ የማውቃቸው ከጓደኞቼ ብንነሳ ብዙ ጓደኞቼ ያሉ ደፋር የሆኑ ለፈለጉት ነገር ለአላማቸው የቆሙ የሆኑ በራስ መተማመን ያላቸው ብዙ ሰዎችን አውቃለሁ ማለት ነው። ብዙ ጓደኞች አሉኝ እንደዛ አይነት ማለት ነው። በራስ መተማመን የሚለው ነገር ከ በምን ከምን ይመጣል ካልን በራስ መተማመንን ለማግኘት መስፈርቱ። ያው ከህዝብ ፊት ማውራት ከተሰበሰቡበት ማውራት ራስን የበላይ ነኝ ብሎ ማሰብ እኔ ጀግና ነኝ እችለዋለሁ እወጣዋለሁ እያልን በምናስብ ሰዓት ያው ከሰው ጋር መሆን አይከብድንም ማለት ነው። ከሰው ጋር መሆን ይቀልልናል ለማለት ነው። እንዲሁም ደግሞ የተለያዩ የሆኑ ስራዎችን በመስራት ሰርቶ ስኬታማ ሆኖ ሰሰዎችን በማዋራት በማሳየት እንዲሁም ደግሞ ደፋር ሆነን የፈለገነውን ሰው የምናፍረውን ሰው በማናገር ፊት ፊቱን እያየነ በማውራት የዛን ጊዜ ያው አይን አፋርነታችን ማስወገድ እንችላለን ማለት ነው። እና ይሄ ምንን ያመጣል? በራስ መተማመንን እንድናካብት ያደርገናል ማለት ነው። እና አንዳንድ ሰዎች እሳ በጣም ጎበዝ የሆኑ አሉ ለምሳሌ። ሆነው በጣም የሚያበዙት ማለት ነው የሚያበዙት ስል ምን ለማለት ነው? በጣም አይን አይን አፋርነታቸውን ወይም ደግሞ ማነው ለማለት የፈለኩት አይን አውጣ እናታቸውን የሚያበዙት አለ። ከሰው ጋር ሲሆኑ በጣም የሚጮሁ በጣም የሆነ መጥፎ የሆነ ባህሪ ያላቸው። ሰውን የማያፍሩ ሰውን የሚገላምጡ አይነት ሰዎች አሉና እንደዚህ አይነት ሰዎች ለማለት ፈልጌ ሳይሆን መካከለኛ ነው። መሆን ያለብን ማለትም በተፈለገው ሰዓት ብቻ ነው መጠቀም ያለብን። እንጂ ሁል ጊዜ እኛ ሰው በኖረበት ሰው በኖረ ቁጥር እኛ አይን አውጣ መሆን የለብንም ለማለት ነው። እና ያው በዛ ምክንያት ውሰዱት ብዬ ለመናገር እወዳለሁ። እኔ አብዛኛው ጊዜ በበህዝብ መካከል በምሆን ሰዓት ብዙ ሀሳቦች ይመጡብኛል በአእምሮዬ። ሰው እያየኝ ነው እንዴት ነው? ፊት ለፊት ፊት ለፊት መናገር አይሆንልኝም አብዛኛው ጊዜ መናገር ስፈልግ በስልክ ደውዬ ወይም ደግሞ አሳጥረዋለሁ ወሬውን ማለት ነው። እንጂ ፊት ለፊት እየተናገርኩኝ ጊዜ ማስረዘም ወሬ ማስረዘም አልወድም። ያ የሆነበት ምንድነው? ስለማፍር ያ ሰው ምን ሊለኝ ይችላል የማወራው ሰው ስለኔ ምን ያስባል? የሚለው ነገር በጣም ስለሚያስጨንቀኝ አንገቴን ደፍቼ ነበረ። እኔ ሁል ጊዜ የምናገረው ማለት ነው አይን አይን እያየሁ መናገር አይሆንልኝም። ያ ነገር ግን የጎዳኝ ይመስለኛል። አሁን ያ ነገር የጎዳኝ ምንድነው? በራሴ እንዳልተማመን የራስ መተማመንን ያጎደለብኝ ይመስለኛል። እና እባካችሁ የራስ መተማመናችሁ ሊጎድል ስለሚችል ከሰው ጋር ስታወሩ አይን ለአይን እየተያያችሁ ግንባር ለግንባር እየተያያችሁ መሆን አለበት እኩል ልትቆሙ ቀጥ ብላችሁ ልትቆሙ እንዲሁም ደግሞ ድምፃችሁን ከፍ አድርጋችሁ ከእሱ ጋር ከሚያናግራችሁ ሰው ጋር መሆን አለበት በልኬታ መልኩ ድምፃችሁን እኩል አድርጋችሁ ልታወሩ ይገባችኋል ማለት ነው። ድምጽ ድምፁን ዝቅ የሚያደርግ ሰው አይኑን ዝቅ አድርጎ የሚያወራ ሰው አንገቱን ቀርቅሮ የሚያወራ ሰው አብዛኛው ጊዜ በራስ መተማመን የለውምና ብዙ ስራዎች ላይ እንዲቸገር ያደርገዋል። ብዙ ስራዎች ላይ እንዲቸገር ያደርገዋል ምን ማለቴ ነው? እንትን በራስ መተማመንን የሚጠይቁ ስራዎች ላይ እሱ የዛን ጊዜ አታገኘውም። ምክንያቱም በራሱ ስለማይተማመን ስለሚያፍር በራሱ ስለሚያፍር ስራዎች ላይ እድሎች ላይ ተሳተሳተሳታፊነት አይኖረውምና። ብዙ ነገራቶችን ሊያጣ ይችላል በራስ መተማመን ያለው ሰው ግን ማንኛውንም እድል ያገኛል። ታዋቂነት እንዲሁም ደግሞ ለጋዜጠኝነት ለተለያዩ ነገራቶች ይታጫል ማለት ነው። አሁን ላይ አይተን ከሆነ ታዋቂዎች ዘፋኞች እንዲሁም ደግሞ ተዋናዮች ምንድነው? የሚያደርጉ በራስ መተማመን አላቸው ያ የሆነበት ምንድነው? በራስ መተማመን እንዲኖራቸው ይኸው ከሰው ፊት መናገር መልመድ አለብን አይን አይን እያየን ማውራት መልመድ አለብን። እና እኩል ትክሻ መቆም አለብን በዛ ምክንያት የራስ መተማመናችን ይጨምራል። እንዲሁም ደግሞ ታዋቂ ልንሆን እንችላለን ማለት ነው። አብዛኛው ታዋቂ የሆነ ሰው አይታችሁ ከሆነ ፊት ለፊት ነው የሚወራ በሰው ህዝብ መካከል በሚቀመጥ ሰዓት አያፍርም አይሰቀቅም እንዲሁም ጎበዝ ነው ማለት ነው። እነሱን ያሳቃል እና እንደዛ አይነት ሰው ነው መሆን ያለብን ለማለት እወዳለሁ። በራሳችሁ ተማመኑ። አመሰግናለሁ።

ቡና ወይስ ሻይ ትመርጣለህ እኔ በብዛት ቡና እወዳለሁ ቡና የምወድበት ምክንያት ምንድነው ስለማነብ አንባቢ ስለሆንኩኝ ቡናን እጠቀማለሁ ማለት ነው ቡና ምንድነው ጥቅሙ ካልነህ ከሻይስ የሚለየውስ ምንድነው ካልነ የቡና ጥቅም በብዛት እንድንነቃ ንቁ እንደሆን ንቁ እንደሆን ስራ ላይ እንድንበረታ ያደርግናል ማለት ነው ለምሳሌ አንድ ሰው ሊተኛ ፈልጎ እንቅልፍ ከመጣው ምን ያደርጋል ቡና ይጠጣል ማለት ነው እንዲሁም ደግሞ ድካም ድካም በሚለው ሰዓት የሚጠቀመው ነገር ምንድነው የሚጠቀመው የመጠጥ አይነት ከሻይ ይልቅ ቡና ነው ማለት ነው ሻይን ደግሞ በምንመጣ ሰዓት ሻይ በብዛት ለድብርት ነው የሚሆን ለመዝናናት ከጓደኛ ጋር እንዲሁም ከቤተሰብ ጋር ጊዜን ለማሳለፍ ይሆናል ማለት ነው ሻይ እና ሻይ አብዛኛው ጊዜ እንቅልፍ የሚተኙ ሰዎች ብቻ ነው የሚጠቀሙት ቡናን ግን ማንኛውም ሰው ስራ የሚሰራ ሰው ታታሪ የሆነ ሰው በተለይ ነጋዴ የሆነ ኢንጂነሪንግ የሚማር ሰው ተማሪ የሆነ አስተማሪ የሆነ ስራ ላይ ረጅም ጊዜውን የሚያሳልፍ ሰው ቡናን ነው የሚጠቀም እንጂ ሻይ አይጠቀምም እና ቡና ትልቅ የሆነ አስተዋጽኦ አለው ብዬ አስባለሁ ቡና ከየት ይበቅላል ካልነ በዋነኝነት የሚበቅለው ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ የበቀለ ቡና ነው አሁን ላይ አለም ላይ እየተሰራጨ ያለ ማለት ነው እና ኢትዮጵያ የቡና እናት ትባላለች የቡና እናት ኢትዮጵያ ናት ስንል የት ሀገር ነው የበቀለ ለመጀመሪያ ጊዜ ጅማ ነው፤ ጅማ የሚባል የኢትዮጵያ ከተማ ውስጥ ኢትዮጵያ በቀለ ከዛ ወደ አለም ተስፋፋ ማለት ነው ለተለያዩ ሀገራቶች ለተለያዩ አውሮፓ ሀገራቶች ኤክስፖርት በማድረግ ቡናን እንሸጣለን ማለት ነው እና የተለያዩ የሆኑ እቃዎችን ደግሞ ወደ ሀገር ውስጥ ይገባሉ ሻሂን በምንመለከት ሰዓት ሻሂ አብዛኛው ጊዜ አውሮፓ ሀገር ነው የበቀለው እና አውሮፓ ሀገር ስለበቀለ ከእነሱ ሀገር ነው እንደውም ወደ እኛ ሀገር የሚመጣ እንዲሁም ደግሞ ሀገር በቅል የሆኑ ሻዮች አሉ ውሽውሻ የሚባሉ ብዙ አይነት የሻይ ቀመሞች አሉ እና እነሱን ያው በመጠቀም ያው ለሀገራችን ያለውን ሻይ መጠቀም እንችላለን እንዲሁም ደግሞ ውጭ ላይ ያለውንም ሻይ መጠቀም እንችላለን ማለት ነው የኛ ምርጫ ነው እሱ እና ቡና ወይስ ሻይ ለሚለው ነገር ያው እኔ በብዛት እንደተናገርኩት ቡና ነው የምጠጣ ትልቅም ስለሆንኩ ማለት ነው፤ ትልቅ ሰዎች በብዛት ቡና ነው የሚጠቀሙ እናቶቻችን አባቶቻችን እንዲሁም ደግሞ ወጣቶች የሚጠቀሙት የቡና የመጠጥ አይነት ምንድነው ቡናን ነው የሚጠቀሙ ማለት ነው ቡና ለህፃን ህፃናቶች ይጠቀማሉ ወይስ አይጠቀሙም ብለን በምንጠይቅበት ሰዓት ቡና ህፃናቶች አይጠቀሙም ህፃናቶች ከተጠቀሙ ሱስ ይሆናቸውና ሊቸገሩ ይችላሉ ሲያድጉ ያ ሱሱ እያደገ ይመጣል እና በየጊዜው ለተለያየ ወጪ ይዳርጋቸዋል ለተለያየ የሆነ ራስ ራሳቸውን ሊያማቸው ይችላል እና ቡናን መጠቀም የለብንም። መጠቀም ያለብንና የመጠጥ አይነት ትኩስ ነገር ሻሂን ነው ሻሂን ከተጠቀምን ግን በተለይ ለህፃናቶች ሻሂን መስጠት አለብን ሻሂ ጠዋት ጠዋት እንጠቀመዋለን ከምግብ በኋላ እንጠቀመዋለን ማለት ነው ቡናን በምንመለከት ሰዓት ግን ከምግብ በኋላ ሳይሆን በተለያየ ሰዓት እንጠቀመዋለን ቡናን ማለት ነው ሻሂና ቡናን የሚለያቸው ነገር ሻሂ ቁርስ ሰዓት እንጠቀመዋለን እንዲሁም ደግሞ ልንተኛ ስንፈልግ ሻይን እንጠቀመዋለን ቡናን ስንመጣ ግን ቡና ጠዋት ጠዋት ያው በብዛት አይጠቀሙም በተለይ ህፃናቶች አንጠቀምም ሻሂ ነው የምንጠቀመው ለማለት ነው እና ማታ ላይ ደግሞ ያው መተኛት ስንፈልግ እንጠቀመዋለን ያው ያለኝ ሀሳብ ይሄ ነው በሁለቱ ዙሪያ አመሰግናለሁ።

በቀን ስንት ሰዓት ስልክ ትጠቀማለህ? እኔ ይለያያል የምጠቀምበት ሰዓት አንዳንድ ጊዜ በቀን ሶስቴ ልጠቀም እችላለሁ። እንዲሁም ደግሞ አምስቴ ልጠቀም እችላለሁ ሁለቴ ልጠቀም እችላለሁ በቀን በቀን ማለት ነው። ያን ያረኩበት ምክንያት ምንድነው? ስራ በሚኖረኝ ሰዓት ለስራ ስፈልገው ብቻ ነው የምጠቀመው ስልኬን ማለት ነው። ከስራ በኋላ ግን ቅዳሜና እሁድ ስልኬን እጠቀማለሁ ያን የማደርገው ምንድነው? ቲክቶክ በመክፈት የተለያየ የሆኑ አዝናኝ የሆኑ አጫጭር ቪዲዮዎችን ለማየት ስለምፈልግ ነው የዛን ጊዜ ነው። ስልኬን የምጠቀመው ማለት ነው እና ያው በየጊዜው ነው። ስልኬን የምጠቀም አንዳንዴ ሰዓት ለማየት ብዬ ስልኬን አበራለሁ አጠፋለሁ ወደ ስራ ልሄድ ስል የምጠቀመው ስልኬን ነው። ሰአቱን በማየት ነው እንዲሁም ደግሞ ልመገብ ስል የምሳ ሰዓት መድረሱን ለማየት ስፈልግ ሰአቴን ነው የምጠቀመው። እንደውም ልሰግድ ስል ወደ መስጊድ ልሄድ ስል የምጠቀመው ሰአቴን ነው በዛ ሰዓት ምን አደርጋለሁ ስልኬን እከፍታለሁ የስልኬን ሰዓት ስለምጠቀም ማለት ነው። እና ወደ ስራም ወደተለያዩ ነገራቶችንም የማደርገው ስልኬን በመክፈት እና ሰዓት በመመልከት ነው። እና አጫጭር ጊዜ የሆነ ስልኬን እጠቀመዋለሁኝ ትላልቅ ወይም ደግሞ ረጅም ጊዜ ስልኬን የምጠቀምበት ሰዓት መቼ መቼ ነው? ላነብበት ስፈልግ እንዲሁም ደግሞ ልደውል ስፈልግ። እንዲሁም ደግሞ እንዳልኩት ልዝናናበት ልጫወትበት ስፈልግ በዛ ሰዓት ምን አደርጋለሁ ስልኬን ነው ከፍቼ ቲክቶክ ሊሆን ይችላል የተለያዩ የመተግበሪያ አይነቶችን በመጠቀም በስልኬ እጠቀማለሁ ማለት ነው። እና ሰዓት ረጅም ጊዜ አሳልፋለሁ እንዲሁም ደግሞ አሁን ላይ የተሰራ ያለ የድህረ ገጽ ውስጥ ስራ አለ እና እሱን ስራ በመስራት ለመስራት ስፈልግ ያው ስልኬን ነው የምጠቀመው ከተለያዩ የሆኑ ሀገራት ከውጭ ሀገራት ጋር ለመገናኘት በስልኬ አማካኝነት ነው። እና ስልኬ ለኔ ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ ማለት ነው። ህፃናቶች ስልክ ስንት ጊዜ ነው የሚጠቀሙ ህፃናቶች ብዙ ጊዜ ስልካቸውን ይጠቀማሉ። ትላልቆች ደግሞ አብዛኛው ጊዜ ስልካቸውን በየጊዜው በቀን ሶስት ጊዜ አራት ጊዜ ሊጠቀሙት ይችላሉ። እና አመሰግናለሁ ያለኝ ሀሳብ ይሄ ነው

በልጅነትህ የምትወደው ጨዋታ ምን ነበር? በልጅነትቴ የምወደው ጨዋታ ብዙ ጨዋታዎችን እወዳለሁ ለምሳሌ ብይ መጫወት ኮርኪ መጫወት። እንዲሁም ደግሞ አባሮሽ የሚባል አለ አኩኩሉ የሚባል አለ። በተለይ ደግሞ በቃ እንደዚህ ደስ የሚሉ የሰፈር የሆኑ ጨዋታዎች አሉና እነሱን ነው በመጫወት የማሳልፈው የነበረ። እንደውም ደግሞ የኳስ ጨዋታ በጣም እወዳለሁ ኳስ ካለ ያቀን ለኔ ትልቅ ነው ማለት ነው። ወይም ደግሞ ፈ ከጨዋታዎች ሁሉ የበለጠ ለኔ ትልቅ ጠቀሜታ ትልቅ የሆነ ደስታን የሚሰጠኝ ኳስ ነበረ። እና ኳስ ለመጫወት ብዙ ነገር ሳደርግ ነበር ስጥር ነበር ለምሳሌ ታምሜ እግሬን ታምሜ ትዝ ይለኛል ያው ከታሸው በኋላ ከታከምኩ በኋላ። ወዲያው የሮጥኩት ወደ ምንድነው ወደ ኳስ ነበረና ኳስን በጣም ነው የምወደው። መጫወት እንዲሁም ደግሞ ኳስ ማየት በጣም ያስደስተኝ ነበረ። እንዲሁም ደግሞ የስልክ ጌሞችን መጫወት ያስደስተኛል ለምሳሌ ብዙ አይነት ጌሞች አሉ። የሚያስቁ የሆኑ ጌሞች ማለት ነው የሚያስደስቱ። ጊዜን የማሳልፍባቸው ጌሞች አሉ እና ያን ጌም በመጫወት ጊዜዬን አሳልፋለሁ። እደሰታለሁ ማለት ነው። እንዲሁም ደግሞ የህፃናት ፊልሞችን በማየት አሻንጉሊት ፊልሞችን በማየት ቶም እና ጄሪን በማየት ሁለቱን በማየት እደሰታለሁ ማለት ነው። እንዲሁም ደግሞ ሾንዘሺፕን እያየሁ የፊልም አይነት እነሱን ድራማዎች እየተከታተልኩኝ ጊዜዬን አሳልፍ ነበረ ማለት ነው። በልጅነቴና የተለያዩ የሆኑ ጨዋታዎችን እየተጫወትኩኝ እንዲሁም ደግሞ ጌሞችንም እየተጫወትኩኝ አሳልፍ ነበረ። በልጅነት ጊዜዬ እና አይረሳኝም ማለት ነው። በልጅነት ልጅነታችን ምን ማለት ነው ልጅነት ጊዜያችን ምን ማለት ነው። ስንል ልጅነት ጊዜያችን ማለት አስራ አምስት አመት እስኪሞላን ድረስ ወይም ደግሞ የእድሜ ባለጸጋ እስክንሆን ድረስ እድሜያችን እስኪደርስ ድረስ የምናደ ያለው ጊዜ ነው ልጅነት የምንለው ማለት ነው። እና የምንጫወተው ነገርሳ ስንል ይኸው ልጅነት በልጅነታችን የምንጫወተው የልጅነት ጨዋታ ይባላል ማለት ነው። የልጅነት ጨዋታ የተለያየ የሆነ ጨዋታ አለ። ደስ የሚሉ የሚያስቁ እንዲሁም ደግሞ አንዳንድ ጊዜ እናቶቻችን ወይም ትላልቅ ሰው አባቶቻችን ቤተሰቦቻችን ወይም ትላልቅ ሰው የማይቆጣጠረንነ ከሆነ። ያ ጨዋታ ወደ ሌላ ነገር የሚያሸጋግር የሆነ ወደ በሽታ ሊሸጋገር ይችላል ወደ ተለያዩ የሆኑ ህመም ሳናውቀው መጥፎ ጎጂ የሆነ ጨዋታ ሊኖር ይችላል ማለት ነው። ምክንያቱም ህፃኖች ስለሆን። ወደተለያዩ ነገራቶች ልንጠቃ እንችላለን እና ብዙ በብዙ በሽታዎች ልንጠቃ ስለምንችል። ያው የምንጫወተውን ነገር ቤተሰብ ቢያይ ቢከታተልን ጥሩ ይመስለኛል ማለት ነው። ምክንያቱም ህፃን ስለሆንን የሚጠቅመንን የማይጠቅመንን ነገር የሚጎዳንን ነገር ስለማናውቅ። ያው ልጆቻችን እናቶች እናቶቻችን አባቶቻችን ነበር የሚቆጣጠሩን ነው ወይም ደግሞ አልፎ የሚሄደው ትላልቅ ሰው። የምናደርገውን ነገር ይከለክለናል ማለት ነው እና በልጅነታችን ብዙ አይነት ጨዋታዎችን ተጫውተን አሳልፈናል ማለት ነው። እና ይኸው የማይረሳ ጊዜ ነበረ የልጅነት ጊዜ የምንለው ማለት ነው። እና ብቻ ይኸው ደስ ይላል ጊዜው በሳቅና በጨዋታ ነው ያሳለፍነው። አሁን ላይ ያን ጊዜን በምናስብበት ሰዓት የልጅነታችንን ጊዜ በምናስብ ሰዓት ያው ይከብደናል እንዴት ይሄን ያህል ጊዜ አሳለፍን? በምናስታውሰው ሰዓት ደስ ይለናል። እንደውም አሪፍ የሆነን ጥሩ ትውስታን ነው ጥሎብና ያለፈን ያለፈና በልጅነታችን የምንጫወተው ጨዋታ። እስካሁን ድረስ ያስደስታናል ውስጣችንን በምናስበው ሰዓት። ደስታን ይሰጠናልና ያው ልጅነቴ ብለን እንድንናፍቀው ያደርገናል ማለት ነው። እና ብዙ ጨዋታዎችን ተጫውተናል ድስ የሚሉ ጨዋታዎችን ተጫውተናል። እኔ ከጨዋታዎች ሁሉ እንደተናገርኩት የማረሰው የሆነ ጨዋታ ይሄ። ኳስ ነው ኳስ ስንጫወት እንደውም ትዝ ይለኛል በጨርቅ ነበረ። የምንሰፋው በካልሲ ነበረ የምንሰፋው ቆሻሻውን በመለቃቀም ፌስታል ሊሆን ይችላል። የተለያዩ ካርቶኖችን ስፖንጆችን ጨርቆችን በመሰባሰብ ለኳስ መስሪያ እናደርገው ነበረ ማለት ነው። አሁን ላይ ያሉ ኳሶች አልነበሩንም። ጎማ ኳስ አልነበረንም የሆነው የነበረና ምንድነው የኛ ኳስ የጨርቁ ኳስ ነበረና። በዛ መልኩ ነበረ እኛ የጨዋታ የኳስ ፍቅራችንን ስናስታግስ የነበረ እና። በጀማ ሆነን የምንጫወተው አይነት ጨዋታ ነው። ኳስ ማለት እና ብቻ ደስ ይል ነበረ። ጊዜውም ደግሞ አለፈ አሁን ላይ። ይኸው እንደዚህ ቀረነ ማለት ነው። ኳስ ማየት ብቻ አሁን ላይ ትጫወታለህ ኳስ ካላችሁኝ ወይም ደግሞ የልጅነት ጨዋታህን አሁን ላይ ትጫወተዋለህ። አድገህ የሚለው ጥያቄ እስቲ ልመልስ አይ እኔ እንኳን አሁን አልጫወተውም። የልጅነት ጨዋታዬን ምክንያቱም የልጅነት ጨዋታ ማለት ያለፈ ጊዜ ነው። በልጅነታችን ጊዜ ብቻ የምንጫወተው ነው አሁን ግን ያን ጨዋታ አንጫወትም። አሁን መጫወት ትላልቅ ጨዋታዎች እንጫወታለን እንደ ፕሌስቴሽን አይነት ጨዋታዎች እንደ ፑል አይነት ጨዋታዎች ጆተኒ አይነት ጨዋታዎች ባስኬትቦል ምናምን አይነት ጨዋታዎች። ትላልቅ ጨዋታዎችን የትላልቅ ጨዋታዎችን የምንጫወት ምክንያቱም ትላልቅ ስለሆንን እና ብቻ ያነበረ ለማለት ነው። ያለኝ ቆይታ ይሄ ነው። አመሰግናለሁ

ጊዜህን በደንብ ታስተዳድራለህ? አዎ ጊዜህን በደንብ አስተዳድራለሁ በተለይ ስራ ላይ በምሆንበት ሰዓት ስራዎችን በምሰራበት ሰዓት የተለያዩ የሆኑ ስራዎችን ለመሰራት ጊዜዬን መጥኜ አቀርባለሁ ማለት ነው አስተዳድራለሁ እና ብቻ ደስ የሚል ጊዜ ነው እያሳለፍነ ያለ ጊዜን በምታስተዳድርበት ሰዓት ደስተኛ ትሆናለህ። ከሰው በታች አትሆንም ስራዎችን በአጭር ጊዜ ውስጥ ለመጨረስ ያስችልሃል የተለያዩ ስራዎችን እንዲሁም የሚቀር ለመጨረስ ያስችላልና በአግባቡ ለመጨረስ ስለሚያስችል ጊዜያችንን በደንብ ማስተዳደር ያስፈልገናል ማለት ነው። ደንብ ስንል ምን ማለት ነው ደንብ ብዙ አይነት ደንቦች አሉት? እንዲሁም ደግሞ ደንብ ስንል ህግ ማለት ነው። የተለያዩ የሆኑ የምንተገበራቸው እንዲሁም ደግሞ ለሰው የምንደነግገው አለቃ ከሆነ የምንደነግገው አይነት ስርዓት ነው ደንብ ማለት ስርዓት ማለት ነው መፈጸም ያለበት ስርዓት ነው። ለምሳሌ አንድ ካምፓኒ ላይ በምን አንድ ድርጅት ላይ በምንመጣ ሰዓት ድርጅቱ የራሱ የሆነ ደንብ አለው። ያን ደንብ መተግበር እኛ ግድ ይለናል ማለት ነው። እንዲሁም ሰራተኞች እዛ ላይ የሚሰሩ ሰራተኞች ማንኛውም ሰራተኛ በዛ ደንብ መሰረት ነው የሚሰሩ ማለት ነው። ደንቡን ማነው የሚያወጣው ካልነው ዋናው አለቃው ሊሆን ይችላል? ወይም ደግሞ የስብሰባው ዋናው ዋና አካላቶች ነው የሚያወጡት ማለት ነው። ያን ደንብ እና ያ መመሪያ እንደማንኛውም መመሪያ ሳይሆን ከበድ ያለ ማስፈራሪያ ያለው መመሪያ ነው። ያን ደንብ ማንከተል ከሆነ ከባድ የሆነ የቅጣት ችግር ያጋጥመናል ማለት ነው። ወይ ደሞዝ ሊቀነስብን ይችላል ወይም ደግሞ እንባረራለን ይሄ በምን መልኩ ነው? ያው በድርጅት መልኩ ማለት ነው። በቤት ውስጥ ስንመጣ ደግሞ ደንብ የሚባል ነገር አለ የቤት የቤትን ደንብ የሚያወጣው አብዛኛውን ጊዜ እናቶች ናቸው እናቶች የቤትን ደንብ ያወጡታል። እንዴት ነው የሚወጡት? የቤትን ደንብ ካልነህ ማንኛውንም የሚሰሩት ቤቱን የሚያስተካክሉት ቤቱን የሚያቆሙት ምግብም ሲሆን እንዲሁም ደግሞ የተለያየ ነገር የሚያደርጉት እናቶች ናቸው እና እናቶች በብዛት ደንብ ያወጣሉ ማለት ነው። አባቶችም እንደዚሁ ያወጣሉ አባቶች ብር ስለሚያመጡ ገንዘብ ስለሚያመጡ የቤቱ መቆሚያ እነሱ ስለሆኑ ዋና አባወራ ስለሆኑ ደንብን የሚያወጡት እነሱ ናቸውና። በእነሱ መሰረት በእናትና በአባቶች ደንብ መሰረት የው ልጆች ወይም ደግሞ እዛ ቤት ውስጥ ያሉት ያለው ማንኛውም ሰው ይስተናገዳል ማለት ነው። ያን ደንብ በማክበር ማለት ነው ልጆች ያን ደንብ በማያከብሩ ሰዓት በማይተገብሩ ወይም ደግሞ በማይከተሉ ሰዓት ምን ያጋጥማቸዋል? ግርፋት የሚባል ነገር ያጋጥማቸዋል። ሊቆጡ ይችላሉ ከእናትና ከአባታቸው እንዲሁም ደግሞ አንዳንድ ከባድ የሆነ ወላጅ ካለ ሊያባርራቸው ቤት ውስጥ ሊያባርራቸው ይችላል። እና ደንብን መተግበር ግዴታ ነው ለማለት ነው። ደንብ መተግበር በየትኛውም ሁኔታ ደንብ አለ ደንብ ካለ ያው ስራ በአግባቡ አይሰራም ውጤታማ ለመሆን አይችልም። ማንም ሰው እየገባ እየወጣ ስራውን ሊያሰጓጉለው ይችላል። እና ደንብ ግዴታ ነው ደንብ መውጣት ያለበት ደግሞ ሽማግሌ የሆነ ሰው ነው ለማለት ነው። ያለኝ ሀሳብ ይሄ ነው። አመሰግናለሁ

ስልጠና ትወስዳለህ ስልጠና እወስዳለሁ የተለያዩ የሆኑ ሙያዎችን ለማግኘት ስፈልግ ስልጠና ያስፈልጋል ማለት ነው። ስልጠና ለምን ለምን ይጠቅማል? ካልነ ስልጠና አንድን ነገር ለመተግበር ለምሳሌ መኪናን ለመንዳት ስንፈልግ የመኪና ስልጠና ያስፈልገናል ማለት ነው። እንዲሁም ደግሞ አየርን ለመንዳት ስንፈልግ የአየር ስልጠና ያስፈልገናል መለማመድ ያስፈልገናል ተሽከርካሪ እንዴት እንደምናሽከረክር መሰልጠን ያስፈልገናል። እና ነገራቶችን ለማከናወን ስራዎችን ለመስራት ሙያን የሚጠይቁ ስራዎችን ለመስራት ወይም ደግሞ ብልሃትን የሚጠይቁ ስራዎችን ለመስራት ምን ያስፈልገናል ስልጠና ያስፈልገናል ማለት ነው እንጂ ዝም ብለን ገብተን መስራት አንችልም ማለት ነው። ምን ምን አይነት ምን አይነት ስልጠናዎች ይሰጣሉ ካልነ? ብዙ አይነት ስልጠናዎች አሉ አለም ላይ ለምሳሌ አሁን እንደጠቀስኩት የመኪና ስልጠና ተሽከርካሪዎችን እንዴት ማሽከርከር እንዳለብን እንሰለጥናለን። እንዲሁም ደግሞ ኢንጂነሪንግ ስንሆን የተለያዩ የሆኑ ስራዎችን እንዴት መስራት እንዳለብን ቤት መስራት እንዳለብን እንሰለጥናለን። ዶክተር ስንሆን ደግሞ ሰው ማከም ሰው እንዴት ማከም እንዳለብን እና እየተማርን በዛውም ደግሞ እየሰለጠንን እንቀጥላለን ማለት ነው። እንዲሁም ደግሞ የተለያዩ ነገራቶችን በምናደርግበት ሰዓት ለምሳሌ አሁንም ደግሞ ስጨምራችሁ ጣውላ ለመስራት ሊሆን ይችላል ቤት ለመስራት የተለያዩ ፈርኒሸሮችን የቤት እቃዎችን ለመስራት ስንፈልግ ስልጠና በመሰልጠን ምን እናደርጋለን እነዛን ስራዎች እናከናውናለን ማለት ነው። አልጋዎችን ለመስራት ቡፌዎችን ለመስራት ወንበሮችን ለመስራት እንዲሁም ደግሞ የተለያዩ ቁም ሳጥኖችን ለመስራት ስንፈልግ ስልጠና በመማር ባለሙያ ከሆንን በኋላ እነዛን ስራወች መስራት እንችላለን ማለት ነው። እና ስልጠና ወሳኝ ነገር ነው እንኳን ይቅርና ቤትን ለመቀባት ቀለምን ለመቀባት ስልጠና ያስፈልጋል። ከሰው ካላየነ እንዴት እንደሚቀባ ካላየነ እኛ መቀባት አንችልም። በዛ ምክንያት ያው ስልጠና ግዴታ ነው ማለት ነው። ማንኛውም ሰው የሆነን ስራ ሲፈልግ ወደሆነ ስራ መግባት ሲፈልግ መቀጠር ሲፈልግ እንዲሁም ደግሞ ገንዘብ ለማግኘት ሲፈልግ ከዛ ስራ ውስጥ ገንዘብ ለማግኘት ሲፈልግ ስልጠና መውሰድ ግድ ይለዋል ማለት ነው። ስልጠና የማይወስድ ከሆነ ያን ስራ መስራት አይሆንለትም ማለት ነው። እና ስልጠና ያስፈልጋል ሁላችንም መሰልጠን አለብን ነው ማለት ነው። አሁን ላይ በተለይ በልጅነታችን የሰለጠነው ስልጠና አድገን ይጠቅመናል ወደፊት እያደግን ስንመጣ ሙያ ካለነ የፈለግነውን ስራ መስራት እንችላለን። እና ሰዓቱ አሁን ነው ልጅ እያለ አንድ ሰው አስር አመቱ ወይም ደግሞ አስራ አንድ አስራ ሁለት አመቱ እያለ ስልጠና ቢገባ ማንኛውንም ስልጠና ቢገባ ወዲያው ካደገ በኋላ በዛ ስልጠና ላይ መስራት ይችላል። በዛ ሙያ ላይ ተሰማርቶ ለመስራት ይችላል ማለት ነው። እንዲሁም ደግሞ ስልጠና ስፖርታዊ ስልጠና ሊሆን ይችላል ለምሳሌ ካራቴ ውሹ ቦክስ እንዲሁም ደግሞ የተለያዩ የሆኑ እንደ ሙታይ አይነት ስራዎች የቴክኒክ የሚጠይቁ ስራ ብልሃትን ስልትን የሚጠይቁ ስራዎች እነሱ ስልጠና ያስፈልጋቸዋል ማለት ነው። በስልጠና ነው ሁሉን ነገር ልናደርገው የምንችለው ማለት ነው። ስፖርት ደግሞ ስንል ከስፖርት ውስጥ ደግሞ አለ ሩጫ ሊሆን ይችላል ሩጫ መለማመድ ሊሆን ይችላል። ዋና ለመዋኘት እንዲሁም ደግሞ ኳስ ለመጫወት ባስኬትቦል ቅርጫት ኳስ ለመጫወት የእጅ ኳስ ለመጫወት እንዲሁም ደግሞ ቀስት ወርወራ አይነት ስፖርቶች ለመስራት የተለያዩ የሆኑ አለም ላይ የሚሰሩ የስፖርት ስራዎችን ለመስራት ምን ያስፈልጋል ስልጠና ያስፈልገናል ማለት ነው። ስልጠና ብዙ በብዙ መንገድ ይሆናል። ለምሳሌ አካል በአካል እየተያዩ መሰልጠን ሊሆን ይችላል። እንዲሁም ደግሞ በንግግር ብቻ መሰልጠን ሊሆን ይችላል በስልክ እያዩ መሰልጠን ሊሆን ይችላል ግን ወሳኙ ነገር ምንድነው? ስልጠና ለማካበት ስልጠና እንዲኖረን ለማድረግ በአካል ሂደን እየሰራነ እኛ እየሰራነ የምን የምን የምናየውን የምንማረውን ነገር መተግበር አለብን ማለት ነው። በድርጊት በድርጊት ከለለ ያው ስልጠና አይባልም ማለት ነው። ምንድነው የሚባል እውቀት ብቻ ነው። የሚባል እና ድርጊትና እውቀትን የሚለየው ምንድነው? የድርጊት ስራዎች ያው በእጃችን እጃችን በማድረግ የምናገኛቸው ስራዎች ሲሆኑ የእውቀት ስራዎች ደግሞ ቁጭ ብለን ብቻ በመማር ልናካብታቸው የምንችላቸው ስራዎች ናቸው። እና ሁለቱም ይለያያሉ ይለያያሉ ለማለት ነው። እና ያለኝ ይሄ ነው ሀሳቤ ያው። እንዲሁም ደግሞ አንድ ነገር ልጨምርና እዘጋለሁ ማለት ነው። ህፃናቶች ስልጠና ሲወስዱ እንዴት ነው ሲያድጉ ይጠቅማችኋል ወይስ አይጠቅማቸውም? አዎ ይጠቅማችዋል ህፃናቶች አንድ ልጂ ለምሳሌ በአስር አመቱ ስፖርት የሚሰራ ከሆነ በተለይ ካራቴ የሚሰራ ከሆነ ውሹ የሚሰራ ከሆነ ካደገ በኋላ ያ ነገር ይጠቅመዋል ማለት ነው። ሰውነቱ ላይ እንዲሁም ደግሞ ጭንቅላቱ ላይ ሀሪፍ የሆነ እንቅስቃሴን ሀሪፍ የሆነ ንቃትን እንዲሁም ደግሞ እየጨመረ እንዲመጣ ያደርገዋል ማለት ነው። እና አመሰግናለሁ ያለኝ ይሄ ነው

ምን አይነት ሙዚቃ ትወዳለህ እኔ በብዛት የምወደው እንዲሁም የሚመቸኝ የሙዚቃ አይነት ምንድነው? ክላሲካል ያለው የፍቅር አይነት ሙዚቃ እንዲሁም ደግሞ ታሪክን ስናወራ ያለ ሙዚቃ አይነት ነው ደስ የሚለኝ ማለት ነው ለስላሳ የሆነ ሙዚቃ ደስ የሚል ስሜት ያለው ለእንቅልፍ እንዲሁም ደግሞ ጭንቀትን ለማስወገድ የሚሆን ሙዚቃ ይመቸኛል። በብዛት ልጅ እያለሁ የምጠቀመው የሙዚቃ አይነት ያው ክላሲካል ያለው አይነት ሙዚቃ ነው የህፃን ሙዚቃ። እሱን እየሰማው ማታ ላይ እሱን በምሰማ ሰዓት ወዲያኑ እንቅልፍ ይወስደኛል ማለት ነው። እና እናቴ ስታስተኛኝ በብዛት የክላሲካል ሙዚቃ ከፍታልኝ ነው የምትተኛና ደስ የሚል ሙዚቃ ነው። ከፍታልኝ የምትተኛና ይኸው እንደዚህ አይነት ሙዚቃ ደስ ይለኛል ማለት ነው። ሙዚቃዎች ምን አይነት ናቸው በምን በምን ይከፋፈላሉ? ስንል ሙዚቃዎች ብዙ አይነት አሉ የፍቅር ሙዚቃዎች አሉ። እንዲሁም ደግሞ የሀገር ሙዚቃዎች አሉ የጦርነት ሙዚቃዎች አሉ። የደስታ ሙዚቃዎች አሉ እንዲሁም ደግሞ የማነቃቂያ የሚባሉ ሙዚቃዎች አሉ የትካዜ ሙዚቃዎች አሉ። የእውቀት ሙዚቃዎች አሉ እና ብዙ አይነት ሙዚቃዎች አሉ ማለት ነው። እና ማህበረሰቡ አብዛኛውን ምን አይነት ሙዚቃ ነው የሚወድ ካልነ በብዛት ማህበረሰቡ የሚወደው የፍቅር ሙዚቃ ነው። የፍቅር ሙዚቃ በተለይ ባልና ሚስት ላይ ወይም ደግሞ ፍቅረኛ ወንድ ፍቅረኛ እና ሴት ፍቅረኛ ጋር ጓደኛ አማቾች ጓደኛ አማቾች ጋር የሚሰማ የሆነ የሚደመጥ የሆነ የሙዚቃ አይነት ነው ማለት ነው። የፍቅር ሙዚቃ እና ሁሉም ሰው በእድሜዬ ያለ ክፍል ይሄን የሙዚቃ እንትን ይሰማል አብዛኛው ግን ወጣቶች ናቸው። ይሄን የሙዚቃ ቅላጼ የሚሰሙ የሙዚቃ አይነት የሚሰሙ ወጣቶች ናቸው ፍቅር የሚፈልጉ ባልና ሚስት የሆኑ በብዛት የፍቅር ሙዚቃዎችን ያዳምጣሉ ማለት ነው። የጦርነት ወይም ደግሞ የሀገር ፍቅርን ሙዚቃ የሚናገሩ ሙዚቃዎች አሉ። እነሱ ደግሞ ያው የሚደመጡት አብዛኛው ጊዜ ንቁ በሆነው ማህበረሰብ ነው ሀገሩን የሚወድ በሆነው ማህበረሰብ የተወለደበትን ሀገር የሚወድ በሆነ ማህበረሰብ እንዲሁም ደግሞ በወታደሮች በፖሊሶች ዘንድ እንዲሁም በፖለቲከኞች ዘንድ የሚሰማ የሆነ የሙዚቃ አይነት ነው ማለት ነው። እና ሁለቱን ከጠቀስነ እንዲሁም ደግሞ ሶስተኛው ደግሞ በጣም አነቃቂ የሆነ ሙዚቃዎችን ማነው የሚያዳምጥ? አነቃቂ የሚባሉ ሙዚቃዎች አሉ እነሱን ማን ማን ምን አይነት ሰው ነው? የሚያዳምጥ ብለን በምንጠይቅ ሰዓት እሱን የሚያዳምጠው አብዛኛው ሰው። ስራ ላይ ጎበዝ የሆነ እንዲሁም ደግሞ ማደግ የሚፈልግ ብር ማግኘት የሚፈልግ ተማሪ ከሆነ ደግሞ ትምህርቱ ላይ ሁሉን ትምህርት ኤ በማምጣት ለማለፍ የሚፈልግ ጥሩ ግሬድ ጥሩ ውጤት አምጥቶ ወደ ቀጣይ ክፍል ማለፍ የሚፈልግ እንዲሁም ደግሞ በሀሪፍ ውጤት መመረቅ የሚፈልግ ሰው በብዛት የሚያዳምጠው ምን አይነት ሙዚቃ ነው? አነቃቂ የሚባለውን ሙዚቃ ነው የሚያዳምጠው ማለት ነው። አነቃቂ ሙዚቃ ለወላችንም ይሆናል ትካዜን ያጠፋል እንዲሁም ደግሞ የተለያየ የሆነ የስራ እድልን እንድንጠነክር ያደርገናል ማለት ነው። እና በራስ ራስን ማጥፋት እንደይኖር በራሳችን ላይ ተስፋ እንዳንቆርጥ በራስ መተማመን እንዲኖርነ ራሳችን ልባችንን ከፍ እንድናደርግ ቀና ብለን እንድንራመድ ያደርገናል ማለት ነው። ይሄ የእንትን ሙዚቃ የምንለው የአነቃቂ ሙዚቃ የምንለው ማለት ነው። እና ይኸው እንደዚህ አይነትም ሰው አለ ለማለት ነው። አንዳንድ ሙዚቃዎች ደግሞ በብዛት የብልግና የበዛባቸው ሙዚቃዎች አሉ። አጸያፊ የሆነ ሙዚቃ ማለት ነው ያ የሆነበት ምንድነው? በብዛት ብር የሚወዱ ሰዎች ያን ነው ባለጌ የሆኑ መጥፎ ሰዎች የብልግና አይነት ሙዚቃ ነው የሚያዳምጡት እና በብዛት የብልግና ሙቃዎች እየተስፋፉ ነው ያለ በተለይ ውጭ ሀገራቶች እነ ብላክ የሆኑ አሜሪካ ጥቁር የሆኑ አሜሪካ አሜሪካ ዘንድ ጥቁር የሆኑ አሜሪካኖች ዘንድ እየተስፋፋ ያለ የሙዚቃ አይነት ነው ይሄ የብልግና ሙዚቃ የምንለው ማለት ነው። ሰውን የመግደል ሙዚቃ እንዲሁም ደግሞ ሴቷን አስገድዶ የመድፈር ሙዚቃ እንዲሁም ከሴቷ ጋር ግንኙነት የሚያሳይ የሆነ እንደነ እንዲሰማና የሚያደርግ ሙዚቃ ነው ማለት ነው እንደዚህ አይነት የሚዘፈነው ሙዚቃ እና ያ በጣም መጥፎ የሆነ ሙዚቃ ነው ባታጠዳምጡት ይመከራል። እንዲሁም ደግሞ አንዳንድ ትምህርት አዘል የሆኑ ሙዚቃዎች አሉ እነሱም ምንድነው? ስለ ትምህርት አይነት ስለ ሳይንስ የተዘፈኑ ሙዚቃዎች ስለተለያዩ ስለ ህይወት የተዘፈኑ ስለ ሀገር ክፍሎች የተዘፈኑ ሙዚቃዎች አንዳንድ የማናውቃቸው የሆኑ ትምህርት አዘል የሆኑ ሙዚቃዎች አሉ እና እነሱን ብታዳምጡ ብናዳምጥ የተሻለ ይሆናል ማለት ነው። የሀገር ፍቅር እንዲኖር ያደርጋል የማናውቀውን ነገር እንድናውቅ ያደርጋል ማለት ነው። እና በጥሩ መንገድ በጥሩ መንገድ ስለ ሳይንስ ስለ ባዮሎጂ ስለ ኬሚስትሪ እንድንረዳ ያደርገናል እንደዚህ አይነት ሙዚቃ እና እንደዚህ አይነት ሙዚቃዎችን ያው ብንጠቀም የተሻለ ነው። ለህፃናቶች በተለይ የትምህርት ሙዚቃዎች አሉ ኤ አፕል ቢ ቦላ አይነት ሙዚቃዎች ማለት ነው። እነሱን እያዳመጥ እየሰጠነ ብናስተምራቸው

ዳቦ ማብሰል ትችላለህ? ዳቦ ማብሰል እችላለሁ ዳቦ መጋገር እችላለሁ ዳቦ እንዴት ነው የምንነጋግረው ካለ እሳት በማያያዝ ወይም ደግሞ ኤሌክትሪክ እቃዎች ኤሌክትሪክ ማሽኖች ላይ በማድረግ እሳቱን እንዲሁም ብረምጣዱን ኤሌክትሪክ እቃዎች ጋር በማድረግ ያን በዱቄት ካበካን በኋላ በውሃ አድርገን ዱቄቱን ካቦካን በኋላ እዛ ቦታ ላይ እናደርገዋለን ማለት ነው እሳት ውስጥ በማድረግ እንዲበስል እናደርገዋለን ከበሰለ በኋላ እንመገበዋለን እና በዚህ መልኩ ያው ዳቦን እንጋገራለን ማለት ነው ዳቦ የሚጋግሩ በብዛት ሴቶች ናቸው እናቶቻችን እህቶቻችን እንዲሁም አክስቶቻችን ዳቦ ይጋግሩልናል ይጋግሩልናል ማለት ነው እና የሴት ስራ ነው ዳቦ የወንድ ስራ ሳይሆን የሴት ስራ ነው ዳቦ እና የሆነ መስራት አለብን ነው ማለት ነው ዳቦ ከሌለ ብዙ እንጎዳለን ብዙ አይነት ነገራቶችን እናጣለን አቅማችን ያንሳል የተለያዩ ነገራቶችን በዳቦ አድርገን መመገብ አንችልምና ዳቦ ወሳኝ ነገር ነው ብዙ አይነት ዳቦዎች አሉ ደረቅ ዳቦዎች አሉ ለስላሳ አይነት ዳቦዎች አሉ የሚጣፍጡ ዳቦዎች አሉ እንዲሁም ደግሞ የማይጣፍጡ የሆኑ ዳቦዎች አሉ እና እንደ አሰራሩ ነው ማለት ነው አሁን የፊኖ ወይም ደግሞ የዱቄት ዳቦ የሚባለው በብዛት ይጣፍጣል ጥፍጥና አለው የፊኖ ዳቦ ማለት ነው ስኳር ስኳር ነው የሚል ጨው ጨው ነው የሚል በጣም ለሚበላው ሰው ትልቅ የሆነን ደስታ ያመጣል ማለት ነው አንዳንድ ደግሞ ደረቅ ዳቦዎች አሉ በጣም ያረሩ የሚባሉ ዳቦዎች ማለት ነው መልካቸውንም ስናየው ጥቁር የሆኑ ዳቦዎች አሉ ለምላሳችን ደግሞ ለ እንዲሁም ደግሞ ለጥርሳችን ከባድ የሆነ ሀይል ነው የሚያመጡ እነሱን በምንመገብበት ሰዓት ማለት ነው እና እንደዛ አይነት ዳቦዎችን መጠቀም አያስፈልገንም ማለት ነው ለስላሳ ዳቦዎችን መጠቀም ያለብና ለህፃናት የትኛውን ዳቦ መስጠት ይገባናል ብለን በምንጠይቅ ሰዓት ለስለስ ያለ ዳቦ በተለይ የዳቦውን ውስጡን አካል እያወጣነ ለህፃናት መስጠት ይገባል ማለት ነው ምክንያቱም ዳቦ በባህሪው ከባድ ስለሆነ ለ ለጥርስ መታኘክ ስለሚያቅተው እኛ ለስለስ ባለ መንገድ የወለ ጥርሳችን በአፋችን እንደምንመገበው ሁሉ ለህፃናትም መመገብ አለብን ነው ማለት ነው ለሰላሳውን የዳቦ ክፍል እና በዛ መልኩ ነው ልንሰጣቸው የምንገባ የሚገባ ማለት ነው ዳቦ ለምን ይጠቅማል ካልነህ ሀይልን ለመምጣት ሀይል እንዲጨምር ያደርጋል ማለት ነው ሰውነታችን ሀይልን አግኝቶ የተለያዩ ስራዎችን እንዲሰራ ዳቦ መመገብ አለብን ማለት ነው ዳቦ ከበላነ ሆዳችን ይሞላል ማለት ነው እና ያ ነው የተፈለገበት ከዳቦ ማለት ነው ዳቦ የሚያበስሉ ሰዎች እነማን ናቸው በብዛት ዳቦ የሚያበስሉ ዳቦ ጋጋሪዎች ናቸው ዳቦ ጋጋሪዎች ሀገር ላይ ያሉ እንዲሁም የተለያየ ቦታ ዳቦ የዳቦ ዱቄት የሚልኩ ሰዎች በዛ ዱቄት መሰረት ዳቦ ይሰራል ማለት ነው እና የዳቦ ድርጅቶች አሉ ከዛ በመሄድ እኛ ምንድነው የምናደርገው የፈለግነውን ዳቦ ሱቅ ውስጥ በመግባት ሱፐር ማርኬት ውስጥ በመግባት መግዛት እንችላለን የታሸጉ ዳቦዎችን ማለት ነው እና ብዙ አይነት ዳቦ አለ ሰፊ የሆነ ዳቦ አለ እንዲሁም ደግሞ ትንሽዬ ዳቦ አለሽ ቅርጻቸው ይለያያል አንዳንድ ዳቦዎች የሚቆረሱ የሆኑ ለበርገር እንዲሁም ደግሞ ለተለያዩ ምግቦች የተለያዩ የሆኑ ምግቦችን ለመብላት ያስችለናል ማለት ነው ዳቦ በርገር ላይ በተለይ እንጠቀምበታለን ማህዱ ላይ በመቁረስ የተለያዩ ስጋዎችን ሰላጣዎችን በማድረግ ለበርገር ማባያ በርገር የሚባለውን ነገር እንዲፈጠር ወይም ደግሞ እንድን ሰርተን እንድንበላ ያደርገናል ማለት ነው እና ዳቦ መቸ መቸ ነው የምንጠቀመው ካንተ ዳቦ የምንመገበው ጠዋት ጠዋት ነው ጠዋት ጠዋት ዳቦን በማብሰል ሊሆን ይችላል እንዲሁም ደግሞ ውጭ ሄደን በመግዛት ሊሆን ይችላል ቁርስ በልተን እንሄዳለን ማለት ነው ለልጆቻችን ራሱ ዳቦ ብንሰጣቸው የተሻለ ነው ዳቦ በወተት ዳቦ በሸይ ዳቦ በማር በምንጠቀምበት ሰዓት ሀሪፍ የሆነ ንጥረ ነገር በውስጣችን እናገኛለን ደስታን እናገኛለን ማለት ነው እና ዳቦ ማብሰል ሁላችንም መቻል አለብን ሴቶች ብቻ ሳይሆን ወንዶችም ዳቦ ማብሰል መለማመድ አለባችሁ ለማለት እወዳለሁ ማለት ነው እና ዳቦ እንደ ሀገራችን ብዛት አለው ወይስ የለውም ሀገራችን ዳቦን ማቅረብ ትችላለች ዱቄትን ማቅረብ ትችላለች በምንልበት ሰዓት አዎ ሀገራችን ብዙ ዳቦዎች አሉ የዳቦ ድርጅቶች አሉ ዳቦን የሚያመርቱ የሚሰሩ ብዙ አይነት ድርጅቶች አሉና ከዛ በምህር ዳቦ ማስመጣት እንችላለን ለንግድ ሊሆን ይችላል ለምግብነት ሊሆን ይችላል መጠቀም እንችላለን ማለት ነው እና የዳቦ ችግር የለም ማለት ነው እና ሀገር ላይ አለም ላይ ማለት ይቻላል ዳቦ የሌለበት ቦታ የለም ዳቦ ግዴታ ነው ለሁሉም ሰው ዳቦ ያስፈልገዋል ዳቦ የማይወድ ሰው ደግሞ ያለ አይመስለኝም አንዳንድ የቤት ልጅ ለምሳሌ በዳቦ ምትክ ምን ይመገባል ኬክ ይመገባል ቸኮላታ ኤስክሪም ይመገባል እና ዳቦ አሪፍ ነው ዳቦ ማብሰል መቻል አለብን ለማለትም አመሰግናለሁ

ኮምፒውተር መጠቀም ትችላለህ? ኮምፒውተር መጠቀም እችላለሁ። እከፍትና የተለያዩ ነገራቶችን ማድረግ እችላለሁ በኮምፒውተር ለምሳሌ መላክ መቀበል። እንዲሁም ደግሞ መጽሐፎችን ማስቀመጥ ሙዚቃዎችን የተለያዩ የሆኑ የሃይማኖት መጽሐፎችን የሃይማኖት ቪዲዮዎችን ማስቀመጥ እችላለሁ ማለት ነው። በኮምፒውተር ኮምፒውተር ምንድነው ጥቅሙ ካልን ትልቅ የሆነን ፋይልን ሊይዝልንና ይችላል ማለት ነው። ለምሳሌ ፋይሉ ሃያ ሜጋባይት የሆነውን ፋይል ምን እናደርገዋለን ኮምፒውተር ውስጥ በማስገባት ማነው ሃያ ጂቢ የሆነውን ፋይል ኮምፒውተር ውስጥ በማስገባት ለረጅም ጊዜ ማቆየት እንችላለን። ማለት ነው ያ የሆነበት ምክንያት ምንድነው? ስልካችን ከሞላ ለምሳሌ ስልካችን ቦታ ከሌለው በኮምፒውተራችን ማስቀመጥ እንችላለን ማለት ነው። ኮምፒውተር ምንድነው ጥቅሙ? ካልን ለምሳሌ የመመረቂያ ጽሁፎችን ለመጻፍ እኛ ለምሳሌ አሁን ምንድነን ተመራቂ ከሆነ ለምሳሌ ፕሮፖዛሎችን ለመጻፍ እንዲሁም ደግሞ የመመረቂያ ጽሁፎችን የመመረቂያ ደፍተሮችን ለመጻፍ ያገለግለናል ማለት ነው። ይሄ ኮምፒውተር የምንለው ነገር እና በኮምፒውተር ነው ማንኛውም ነገር ኤዲት የምናደርግ እንዲሁም ደግሞ የምናሳምር የምናስተካክለው የምንጽፈው ሁሉን ነገር የምናበጅለት በኮምፒውተር ነው ማለት ነው። እና ኮምፒውተር ሊኖረን ይገባል ማለት ነው። ለማለት ነው እና ሲቀጥል ደግሞ የኮምፒውተር ጥቅሞች ጉዳቶች ምንድን ናቸው? ካልነው የኮምፒውተር ጥቅሙ ምንድነው? ብዙ ስራዎችን በአጭር ሁኔታ በአጭር ጊዜ ለመጻፍ ያስችለናል ማለት ነው። የተሰጠነውን ስራ ለምሳሌ የኦንላይን ስራዎችን በመንሰራ ሰዓት ከተለያዩ ድርጅቶች ጋር በመገናኘት የተለያዩ ስራዎችን በአጭር ጊዜ ሰርተን ለማስረከብ እንዲሁም ገንዘብ ለማግኘት ይጠቅመናል ማለት ነው። ወደ ጉዳቱ በምንመጣ ሰዓት ለአይን ጥሩ አይደለም ትልቅ የሆነ ጨረር ስላለው አይንህ ሊጎዳ አይናችንን ልናጣ እንችላለን ማለት ነው። ሲቀጥል ደግሞ ገንዘቡ ነው በጣም የሆነ ብዙ የሆነ ገንዘብን አውጥተን ነው የምንገዛው ስልክን ብንመለከት ለምሳሌ ስልክ ትንሽ የሆነ ገንዘብን አውጥተን የምንገዛው ኮምፒውተርን በምንጠቅ በምንገዛ በምንፈልግ ሰዓት ግን ብዙ ገንዘብ ነው የምንገዛው እና ለገንዘብ ኪሳራ ይሆንብናል ማለት ነው። ሲበላሽም ደግሞ እንደዚሁ ለማሰራት ብዙ ገንዘብ እናወጣለን በዛ ምክንያት የኮምፒውተር ቀለል አድርገን የምናየው ነገር አይደለም ማለት ነው ከባድ ነው። ለማለት እወዳለሁ። ኮምፒውተር ያለው ሰው እነማን እነማን ናቸው ምን አይነት ሰዎች ናቸው? ብለን በምንጠይቅ ሰዓት ኮምፒውተር ያላቸው ሰዎች በብዛት ትላልቅ ድርጅቶች ያላቸው መስራት የሚፈልጉ ስራ መስራት የሚፈልጉ የተለያዩ የሆኑ የኮምፒውተር ስራዎችን የሚሰሩ ሰዎች ናቸውና። ኮምፒውተር ያላቸው ህፃናቶች ኮምፒውተር አላቸው ካልነ ሊኖር ይችላል ያላቸውም የሌላቸውም አሉ እንደ ቤተሰቡ የገንዘብ ምጣኔ ይወሰናል ማለት ነው። ያላቸው በብዛት ለጌም ነው የሚያደርጉት ጌም ለመጫወት ብቻ ነው የሚጠቀሙበት ኮምፒውተሩን እና ለሌላ ነገር አይጫወቱበትም። አንዳንዱ ደግሞ አንዳንዱ ጎበዝ የሆነ ህፃን ምን ያደርጋል? ሊማርበት ያደርገዋል ጌሙን ማነው ኮምፒውተሩን ሊማርበት ይጠቀምበታል። እንዲሁም ደግሞ የተለያዩ ስራዎችን ሊሰራበት ይጠቀምበታል ማለት ነው። በብዛት ግን ያው ምንድነው? ህፃናቶች የሚጠቀሙት ከኮምፒውተር ጌም ነው። የጌም የኮምፒውተር ጌሞችን ይጫወታሉ ቀለል አርጎ ለመጫወት ይረዳቸዋል ማለት ነው። ለምሳሌ ፕሌይ ስቴሽን ፕሌይ ስቴሽን በምናይ ሰዓት ቦክሲንግ ያለ ጌሞችን ጨዋታዎችን በምንድነው የምንጫወት መጫወት የምንችለው በኮምፒውተር ነው። እና ኮምፒውተር በዚህ መልኩ ያገለግለናል ብዬ አስባለሁ ማለት ነው። የኮምፒውተር ዘሮች ብዙ አሉ። ኮምፒውተር ምንድነው ስቶሬጂ አቅሙ ምን ያህል ነው? የመያዝ እቃ የመያዙ ወይም ደግሞ ነገራቶችን የመያዝ ፋይሎችን የመያዙ አቅሙ ምንድነው? ብለን ምን ያህል ነው ብለን በምንጠይቅ ሰዓት ከስልክ እጥፍ ድርብ ይሻላል። ብዙ የሆነ ማስቀመጫ ቦታ አለው ማለት ነው ብዙ የሆነ ማስቀመጫ ቦታ ላይ ኮምፒውተር ውስጥ በማስቀመጥ ምን እናደርጋለን ለረጅም ጊዜ ልናቆያቸው እንችላለን ማለት ነው። ስለ ኮምፒውተር እና ስለ መሰሎቹ ያለኝ ነገር ይሄ ነው። ባለኝ የወደዳችሁ ይመስለኛል በቀጣይ እስክንገናኝ ድረስ አመሰግናለሁ። ቸው

የድርጅት ዝግጅቶችን ትሳተፋለህ? አዎ በተለይ የኔ ድርጅት ከሆነ ወደዛ ድርጅት በመሄድ የተለያዩ የሆኑ ጊዜያቶችን አሳልፋለሁ ማለት ነው በድርጅት ሰዓት ምንድነው ማድረግ ያለብንን፤ ምን አይነት ልብስ ነው መልበስ ያለብንን? ካልን ጥሩ የሚባል ልብስ ልብስ ለብሰን ከጓደኞቻችን ጋር ከተጠራነው ከቤተሰቦቻችን ጋር ወደ ድርጅቱ ዝግጅት መሄድ አለብን ነው ማለት ነው። የድርጅቱ ዝግጅት ምን ምን ያካትታል ምግብን ያካትታል የተለያዩ የሆኑ ኬኮችን መድረኮችን መጫወቻዎችን ዜናዎችን የተለያዩ የሆኑ የፍቅር ነገራቶችን ያካትታል ማለት ነው። ድርጅት ውስጥ የሚፈጠሩ ነገራቶች ድርጅት የድርጅቱ ዝግጅት የድርጅት ዝግጅት ለምን አስፈለገ? ካልነው ያው ድርጅቱ ስኬቱን ለማክበር እንዲሁም ከተለያዩ ውጣ ውረዶች በኋላ የተሳካለት መሆኑን ለማክበር ደስታውን ለመግለጽ ለምሳሌ ድርጅቱ አምሳ ፐርሰንት የሚሰራ ከሆነ በዘንድሮ አመት ለምሳሌ ሰማኒያ ፐርሰንት ወይ ሰባ ፐርሰንት ከጨመረ እሱን በማስመልከት ያው ወደ ዝግጅት ይደረጋል ማለት ነው እና በዛ ድርጅት በዛ ዝግጅት ምክንያት ሁሉም የተሳተፈ የተለያየ ነገር የተለያየ የሆነ ፍቅርን ያካሂዳል ማለት ነው እና ትልቅ የሆነ ትልቅ የሆነ ስራ አለው ድርጅቱ ማለት ነው እና በድርጅት ጊዜ እኔ መሳተፍ እወዳለሁ ስሳተፍ ደግሞ ብቻዬን አልወድም ጥሩ የሚባል ልብስ ለብሼ ከቤተሰቦቼ ጋር ነው መሄድ የምፈልገው ከባልደረቦቼ ጋር ከሰው ጋር ሲሆን ነው ደስ የሚል ማለት ነው ሁሉ ነገር የምንበላውም ነገር ደስ የሚልና አብረን በሚሆንበት ሰዓት ነውና ብቻ ዝግጅቶችን እየተሳተፍኩኝ ጊዜን አሳልፋለሁ ማለት ነው እኔ እና ደስ የሚል ጊዜ እያሳለፍን ነው ያለ ማለት ነው ''ምን አይነት ድርጅቶች ላይ ነው ዝግጅት የሚኖር?'' በምንል ሰዓት ከባድ ከባድ ወይም ደግሞ ትላልቅ ድርጅቶች ላይ ብቻ ነው ዝግጅት የሚኖረው ማለት ነው ትናንሽ ድርጅቶች ላይ ዝግጅት አይኖርም ሁሌ ጊዜ ስራ ነው እንደውም ደግሞ ኪሳራ ላይ ሊወድቅ ስለሚችል የዛን ጊዜ እንዴት ብለው ነው ብር አውጥቶ የሚደግ ሰው ዝግጅት የሚያዘጋጀው እንደዛ ሊሆን አይችልም ትላልቅ ዝግጅቶች የሚባሉ የባንክ መሰሪያ ቤቶች ሊሆኑ ይችላሉ እንደውም ደግሞ የሪል ስቴት የቤት አሻሻጮች የመኪና ባለቤቶች እንደዛ እንደዛ አይነት ከባድ የሆነ ስራ የሚሰሩ ሰዎች ናቸው እንደዚህ ዝግጅት የሚያዘጋጁ ማለት ነው ከድርጅቱ ለድርጅቱ ብለው ለድርጅቱ ፐርሰንት መጨመር ገንዘብ መጨመር እናንተ ናችሁና እናንተ ደግሞ የእኛን ደስታ አብራችሁ ልታከብሩት ይገባል በማለት ዝግጅት ያዘጋጃሉ እንዲሁም ደግሞ ድርጅቱ የተቋቋመበትን ጊዜ የሚያከብሩ አሉ ማለት ነው ያ ምን ማለት ይሄ ነው ድርጅቱ የተሰራበት እንደ አመት በዓል ለምሳሌ የኛ አመት በዓል የኛ የተወለድንበት ጊዜ መቼ ነው? እንደ እንደ ተወለድንበት ጊዜ ለምሳሌ እኔ የተወለድኩበት ጊዜ አስራ ዘጠኝ ዘጠና ሶስት ከሆነ ድርጅቱ ደግሞ የተሰራው ያው በአስራ ዘጠኝ ዘጠና ሶስት ከሆነ በየጊዜው በየአመቱ አንድ ሺህ ዘጠኝ መቶ ዘጠና ሶስት በሆነበት ጊዜ ምን ያረጋል ለድርጅቱ እድሜ ተብሎ አኒቨርሰሪ በማለት ያው ይከበራል ማለት ነው እና በአመት በአመት በዓል እንደ አመት በዓል የሚመጣ የሚመላለስ የሆነ ዝግጅት አለ ማለት ነው የድርጅቱ መስሪያ ቤት የሚያዘጋጀው እና እኔም ደግሞ እንደዚሁ በአመት በዓል በየአመት በዓል እየተባለ ይዘጋጅልኛል ማለት ነው እንደ የልደቴ ቀን ስለሆነ እና ያው እንደዛ ነው ያለበት ሁኔታ እና እኔ እሳተፋለሁ አብዛኛው ጊዜ የምሳተፈው ደግሞ ያው የምፈልገው ሰው ካለ የምፈልገው የስራ ባልደረባ ካለ ነው እንጂ መጥፎ የሚባሉ ሰዎች ካሉ በዛ የድርጅት ጥሪ ላይ አልሳተፍም፤ አልፈልግም ማለት ነው። ምክንያቱም ላፈር ልሸማቀቅ ስለምችል በዛ የድርጅት ስብሰባ መሃል መሄድ አልወድም ማለት ነው እና ብቻ ያም ሆነ ይሄ ደስ ይላል የድርጅት ጊዜን ከጓደኞች ጋር ማሳለፍ፣ ከቤተሰቦችህ ጋር ማሳለፍ ደስ ይላል ማለት ነው ከስራ ባልደረቦችህ ጋር፤ ከአለቆችህ ጋር አብሮ ማሳለፍ ደስ ይላል እየበሉ፤ እየተጠጡ፤ እየሳቁ፤ እየተጫወቱ ጊዜን ማሳለፍ ትልቅ የሆነ መታደል ነውና ያው በዛ መልኩ እናሳልፈዋለን ለማለት ነው እኔ ደግሞ ማንኛውንም ጊዜ በየትኛውም ጊዜ ድርጅቱ ከጠራኝ ቶሎ ብዬ ሄጄ ወደዛ ድርጅት እሳተፋለሁ ደስ ይለኛል ማለት ነው የምፈልገውን ልብስ እለብስና ንጹህ የሆነውን ልብስ ለብሼ እንዲሁም ደግሞ ሜካፕ የተለያዩ ነገራቶችን ሰውነቴ ላይ አድርጌ ወደ ድርጅቱ መጓዝ እወዳለሁ ማለት ነው እና በዛ መልኩ ነው እኔ ጊዜን ድርጅቱን የምሳተፈው ለማለት ነው ያ ነው ያለኝ ሀሳብ አመሰግናለሁ እንዲሁም ደግሞ ሲቀጥል ድርጅት የማይሳተፉ ምን አይነት ሰዎች ናቸው ብለን በምንጠይቅ ሰዓት በብዛት ደካማ የሆኑ ሰራተኞች ድርጅት አይሳተፉም ማለት ነው። ከድርጅቱ ምግብ ግብዣ አይሳተፉም፥ የማይሳተፉበት ምክንያት ምንድነው ያው? ስለሚወቀሱ እንዲሁም ሰው ስለሚያፍሩ በዛ ምክንያት ነው ማለት ነው ከቤታቸው የፈለጉትን ነገር የሚያደርጉ በተጠሩ ሰዓት አይሳተፉም። ማለት ነው አመሰግናለሁ ያለኝ ይሄ ነው።

ፎቶ ማንሳት ትወዳለህ? ፎቶ ማንሳት እወዳለሁ እኔ በተለይ የራሴን መልክ በየጊዜው ነው ካሜራን በመክፈት የማነሳው እንዲሁም ደግሞ የተለያዩ ደስ የሚል ደስ የሚሉ ነገራቶችን በፎቶ ነው የማስቀምጣቸው ጋለሪ ውስጥ ነው የማስቀምጣቸው እንዲሁም ደግሞ የቤተሰብ ፎቶ በጣም እወዳለሁ ከቤተሰቦቼ ጋር ሆኖ መነሳት እንደ ማስታወሻነት አድርጌ መጠቀም ስለምወድ ማለት ነው። ጓደኞቼን ፎቶ አነሳለሁ እንዲሁም ደግሞ ደስ የሚሉ ቦታዎችን ወደተለያዩ ሀገራት ስሄድ እንዲሁም ደግሞ የሚገርሙ ነገራቶችን ብዙ አብዛኛው ጊዜ የሚደንቁ ነገራቶችን በፎቶ መልኩ ነው የማስቀምጣቸው እና ስለሚደንቁ ስለሚገርሙ ማለት ነው እንደ ማስታወሻነት አድርጌ እጠቀምባቸዋለሁ ሌላ ጊዜ ማለት ነው። እና ፎቶ መነሳት ምንድነው ጥቅሙ ብለን በምንጠይቅ ሰዓት ፎቶ መነሳት ያው ትውስታ ይሆናል ማለት ነው። በተለይ ለምሳሌ በልጅነታችን የምንነሳቸውን ፎቶ አይተን ከሆነ ፎቶ ከተነሳን በኋላ ያው እድሜያችን እየገፋ በመጣ ቁጥር ያን የልጅነታችንን ፎቶ በምናይ ሰዓት የሆነ ደስ የሚል ስሜት ይሰማናል ማለት ነው። የሆነ ትውስታ ነገር ይፈጥርብናል እና ትውስታ ምንድነው የደስታ ቁልፍ ነው የደስታ በር ነው የደስታ መስኮት ነው ማለት ነው። እና ትውስታን በምናስታውስት ጥሩ ትውስታ ሲኖረን ደግሞ ምን አይነት ወደ ልባችን የሚገባ ደስታ አሰቡት እና ደስ ይለናል ማለት ነው። ፎቶ ፎቶ ምን አይነት ፎቶዎች አሉ? ምን አይነት ፎቶዎችን የተለያዩ ፎቶዎችን እንነሳለን። ለምሳሌ ከተለያዩ ፎቶዎች ውስጥ አንዳንድ ፎቶዎች ሀሪፍ የሆኑ ፎቶዎች አሉ። ከጽሀይ ከፀሀይ በኩል ከፀሀይ አጠገቡን የምንነሳቸው ፎቶ አሉ እንዲሁም ደግሞ ስራ ቦታ ላይ ሆነን የምንነሳቸው ሀሪፍ ሀሪፍ ቦታ ላይ ሆነን የምንነሳቸው ቤተሰብ ጋር የምንነሳቸው ፍቅረኛችን ጋር የምንነሳቸው እንዲሁም ደግሞ ህፃናትን ይዘን የምንነሳበት እንዲሁም ደግሞ ከእንስሳ ጋር ሆነን አሪፍ አሪፍ እንስሳ የሚባሉ ብርቅዬ እንስሳ የዱር እንስሳ ከሚባሉ ጋር ከእነሱ ጋር ሆነን የምንነሳው ፎቶ ይለያል ማለት ነው። እና ያ ያ ስለሆነ ያው ፎቶ እንደ ሁኔታው ይለያያል ማለት ነው። ፎቶ የሚያነሱ ሰዎችሳ እንደ ስራ አድርገው የያዙ ሰዎች አሉ። ለምሳሌ ፎቶን እንደ ስራ አድርገው የሚጠቀሙ ብዙ ፎቶግራፎች አሉ። እና እነሱ ምንድነው? የሚያደርጉ እኛ ለምሳሌ ለስራ ለአይዲ ሊሆን ይችላል። ደስ ይለናል ማለት ነው። ፎቶ ፎቶ ምን አይነት ፎቶዎች አሉ? ምን አይነት ፎቶዎችን የተለያዩ ፎቶዎችን እንነሳለን። ለምሳሌ ከተለያዩ ፎቶዎች ውስጥ አንዳንድ ፎቶዎች ሀሪፍ የሆኑ ፎቶዎች አሉ። ከጽሀይ እንደማስታወሻነት ለመያዝ በማለት ፎቶ ቤት በመሄድ እንነሳለን እና በዛ መልኩ ነው የምናደርገው ማለት ነው። ሲቀጥል ደግሞ ያው የመስራያ ቤት ፎቶ አለ። ለምሳሌ ከተለያዩ የስራ ባልደረባ ጋር በመሆን እንዲሁም ደግሞ ከአለቃቺን ጋር በመሆን የምንነሳቸው ፎቶ አሉና እነዚያ ፎቶዎች አይረሱም። እንደ ማስታወሻነት ነው። ስኬታማ መሆናቺንን እንደተሳካልን የሚያገለግሉ የሚያሳዩ የሆኑ የፎቶ አይነቶች ናቸው ማለት ነው። እና አብዛኛው ጊዜ ደግሞ አንዳንድ ጊዜ ደግሞ ያለቀ ሀገርን ለምሳሌ ጥሩ የሆነ ሀገርን ደግሞ እናነሳለን። ጥሩ የሆነን ሀገር የምናነሳው ምንድን ነው? እዛ ሀገር ነበርኩኝ እንዲሁም የሚገርም ቦታ ላይ ነበርኩኝ። እንዳይረሳ ከጭንቅላታችን ውስጥ እንዲገባ በማድርግ እንዳንርሳው ወይም ደግሞ ሀሪፍ የሆነ እይታ ስላለው ሁሌም ማየት ስለምንፈልግ በፎቶ መልኩ ወይም ደግሞ በስልካቺን መልኩ ሊሆን ይቺላል። በዛ መልኩ አንስተን ጋለሪያችን ውስጥ እናስቀምጣለን እና እነዚህ ሁሉ ብዙ ነገራቶቺን ይፈጥራሉ ብዙ ስሜቶቺን የመጡልናል ማለት ነው። ፎቶ በምናይ ሰዓት እናስታውሳለን ትውስታ ይኖርናል። ደስታ ይሰማናል። እንዲሁም የተለያዬ የሆኑ ስሜቶቺን እናስተናግዳለን ማለት ነው። በፎቶ ምክንያት እና ጥሩ ጥሩ ፎቶዎቺን ማንሳት አለብን በየግዜው ጥሩ ጥሩ የሚባሉ ፎቶዎቺን እየፈለግን በየቦታው ማስቀመጥ ይኖርብናል ማለት ነው። እና ይሄን ለማለት እወዳለሁ ስለፎቶ ማለት ነው ያለኝ ሀሳብ ይሄ ነው። አመሰግናለሁ። እንዲሁም ደግሞ አንድ የምጨምረው ነገር አለ የረሳሁት ያ ምንድን ነው? እንስሳዎቺን ለምን እናነሳቸዋለን? እንስሳ የምናነሳበት ምክንያት የተለያዩ የዱር እንስሳዎቺን እናነሳቸዋለን ለምሳሌ ስለነሱ ለማወቅ ስለነሱ ለመመራመር ይሆናል። በአካል ሁልግዜ እኛጋር ስለ ለሉ ስለማናገኛቸው እነሱን ለማንሳት ስለፈለግን ነው እንትን የምንለው ፎቶ የምናነሳው ማለት ነው። እነሱን ስለነሱ ለመመራመር ተፈጥሮ የሰጠቻቸውን ውበት ለማጥናት ስንፈልግ ምን እናደርጋለን ፎቶ እያነሳን ስለነሱ እንመራመራለን ማለት ነው። እንዲሁም ደግሞ ትምህርት ቤቶች አይታቺሁ ከሆነ የተለያዪ ፎቶዎች አሉ የተለያዩ ምስሎች አሉ። ለትምህርትነት የሚያገለግሉ ማለት ነው። የተለያየ እንስሳ ሊሆን ይቺላል። የተለያዩ የሆኑ ቁሳቁሶች በማሰብ ለትምህርትነት ያገለግላል። እና በዚ በዚ መልኩ ፎቶን እወዳለው ለማለት ነው። ያው አመሰግናለው ያለኝ ይሄ ነው

የምትወደው ስፖርት ምንድነው? የምወደው ስፖርት እኔ ኳስ ጨዋታን ነው ኳስ ጨዋታ በጣም አድርጌ ነው የምወድ በየጊዜው ነው ኳስ ጨዋታ የማይ ኳስ ጨዋታ የወደድኩበት ምክንያት ምንድነው ሰውነቴን ስለሚያሳድግልኝ የአእምሮ ቅልጥፍና እንዲሁም ደግሞ የሰውነት ጥንካሬ ስለሚሰጠኝ ኳስ ጨዋታን እወዳለሁ። ማየትም ሊሆን ይችላል መጫወትም ሊሆን ይችላል። እንዲሁም ከልጅነቴ አንስቼ የምወደው ጨዋታ የስፖርት አይነት ኳስ ጨዋታ ነው። እና ኳስ ጨዋታን በመመልከት ይኸው ደስታን ይሰጠኛል እንዲሁም የአለም ጨዋታ ሊሆን ይችላል። የአለም ዋንጫ ሊሆን ይችላል እንደውም ደግሞ የክለብ ዋንጫ የክልል የአፍሪካ ዋንጫ የሚባሉ አሉ እና እነዛን ዋንጫዎች በማየት ጊዜዬን አሳልፋለሁ ማለት ነው። እና የኳስ ደጋፊም ነኝ ደግሞ እኔ ለምሳሌ አርሰናልን ነው የምደግፍ የአርሰናል ደጋፊ ነኝ። እና አርሰናል በየጊዜው በተጋጠመ ቁጥር በሳምንት በሳምንት ከክለቦች ጋር በተጋጠመ ቁጥር እኔ ምን አደርጋለሁ እከታተላለሁ ማለት ነው። ለዘጠና ደቂቃ ሙሉ ቁጭ ብዬ ያን ጨዋታ በስልኬ እንዲሁም ደግሞ በተለያዩ ዲኤስቲቪዎች እከታተለዋለሁ ማለት ነው። ያን ጨዋታ እና የኳስ ደጋፊ ነኝ ለማለት ነው። እና የምወደው ኳስ እኔ በአንደኛነት በቀዳማይ ደረጃ ስፖርትን ነው ማለት ነው። ስፖርት ኳስን ነው ኳስን ነው በቀዳማዊነት ደረጃ የምወደው ማለት ነው። እና ኳስን በመየት ነው ጊዜን የሚያሳልፍ የምወደው የስፖርት አይነት ነው። በጨዋታም ሊሆን ይችላል እንዲሁም ደግሞ በመመልከት ሊሆን ይችላል ማለት ነው። በሁለቱም መልኩ ኳስን እወዳለሁ። ሲቀጥል ደግሞ ከኳስ በኋላ የምወደው የስፖርት አይነት ምንድነው? ቅርጫት ኳስን ነው ቅርጫት ኳስን በጣም ነው የምወደው ማለት ነው። አመሰግናለሁ

የቤት እንስሳ አለህ የቤት እንስሳ አሉኝ የተለያዩ የሆነ የቤት እንስሳዎች አሉኝ። ለምሳሌ ድመት እንዲሁም ውሻ በግ ፍየል እነዚህ የቤት እንስሳዎች አብረውኝ ነው የሚኖሩ ማለት ነው። የቤት እንስሳ ጥቅሙ ምንድነው? ካልነ በተለይ ድመትን እንውሰደው። ድመት ለምሳሌ አይጥ በሚመጣ ሰዓት አይጥን እንድታጠቃ እንድትይዝልና ይረዳል ማለት ነው። ቤታችን የምታስቸግር አይጥ ካለ ድመት ካለችነ። እንድናባራት ይረደናል ማለት ነው። ሲቀጥል ደግሞ የቤት እንስሳ ውስጥ ማነው? የሚጠቅም ብዬ የማስበው ከቤት እንስሳ ውስጥ። ውሻን ነው ውሻ ትልቅ የሆነ ጠቀሜታ አለው። ሌባ በሚመጣ ሰዓት። እንዲህ ያባርርልናል ያስዎጣልናል እንዲሁም ደግሞ ተኝተን እኛ ሳናውቀው ያ ሌባ በሚመጣ ሰዓት ምን ያደርጋል ይጮህና? እኛ እንድንነሳ እንድንነቃ ያግዘናልና። ውሻ ትልቅ የሆነ ጓደኛ ነው ይባላል ውሻና። ውሻ ምንድነው አይክድም? ከብዙ አመታት በኋላ አሳዳጊውን አይረሳም የሚያበላውን አይረሳም ማለት ነው። ድመትን ግን በምናይ ሰዓት ድመት አብዛኛው ጊዜ። ሌላ አሳዳሪ ካገኘች ሌላ የሚመግባት አካል ካገኘች ወደ እሱ ነው ሩጣ የምትሄድና እኛን ልትረሳን ሁላ ትችላለች እና። ድመት ብዙም ታማኝ አይደለችም ይባላል። እና ውሻ ነው በጣም ታመኝ። ውሻ የወንድ ልጅ ቤስት ፍሬንድ ነው ጓደኛ ነው የሚባል አባባል አላቸው ማለት ነው። ውጮች እና ውሻ አብዛኛው ጊዜ ያስፈልጋል ውሻ ለብዙ ችግራቶች። ለአደጋም ሊሆን ይችላል ለእንስሳ ማንኛውም ጅብ ሲመጣ። እንዲሁም ደግሞ ድህ አውሬ ሲመጣ የተለያየ የሆነ የዱር እንስሳ በሚመጣ ሰዓት ወደ ቤታችን ሊገባ ሲል። የውሻ ነው የሚያባርረውና ከውሻ ጋር ነው መጀመሪያ ከውሻው ጋር ነው ሊፋጠጥ የሚችልና። ውሻ ነው አስፈላጊ የሆነ እንስሳ ማለት ነው። ሲቀጥል ደግሞ ያው እነ ዶሮ እነ በግ እነ ፍየል እነዚህ እነዚህ የቤት እንስሳዎች አሉኝ። ያም ምንድነው ማድረጋቸው ስጋቸውን ለመብላት ስፈልግ። ወይም ደግሞ ወተታቸውን ስፈልግ ጊዜ እንዲያድጉና እንዲራቡ በማድረግ ያው ከእነሱ ብዙ ነገር ለመጠቀም እሞክራለሁ እና። ያ የምጠቀመው ነገር እነዚህን ነገር ነው። ለምሳሌ ምግብን በመስጠት ሊሆን ይችላል የተለያዩ የሆኑ መጠጦችን በማቅረብ። መኖዎችን በማዘጋጀት የሚተኙበት የሚመገቡት የሚጠጡት ነገር በማዘጋጀት። በዚህ መልኩ ነው ያው ልናረባቸው የምንችል ማለት ነው። ቤታችንም ለረጅም ጊዜ ልናቆያቸው የምንችል። ከእነሱም ደግሞ የሚወጣውን ማንኛውንም ነገር እንቁላል ሊሆን ይችላል። ወተት ሊሆን ይችላል። ልንበላው የምንችል ልንጠቀምበት የምንችል እኛ ስንከባ እኛ ራሳችን ስንንከባከባቸው ነው። እና ጥንቃቄ ልናድርግ ይገባል ማለት ነው። እነሱን በምንንከባከብ ሰዓት ጥሩ ነገር መስጠት ለበሽታ የሚገልጣቸውን ነገር አለመስጠት ጥሩ ጥሩ ነገር ስንል ምን ማለታችን ነው? ከጥሩ ነገራቶች ሁሉ ለእነሱ ልንሰጠው የሚገባ ለምሳሌ ምግብ ንጹህ ምግብ ሊሆን ይችላል ፍራፍሬ። ንጹህ የሆነ ፍራፍሬ እንዲሁም ደግሞ የተለያየ የሆነ ነገራቶችን ልንሰጣቸው ይገባል ማለት ነው። ያው ዙሮ ዙሮ ትልቅ የሆነ ደስታን ይሰጣል። ለነሱ መስጠት ለእነሱ መብላት እኛ እንድንጠቀም ያው ዙሮ ዙሮ እኛ እንድንጠቀም ነው የሚያደርጉን እና። ለውሻ በተለይ ውሻችንን የኛን የሚጠብቀንን ውሻ አሪፍ የሚባል ምግብ ልንሰጠው ይገባል። አሪፍ የሚባል ምግብ ስንል ምን ማለታችን ነው? ስጋ አሪፍ የሆነ ስጋ ያልተበከለ ስጋ ከእንስሳ ከተሀዋሲያን የጸዳ የሆነ ስጋ የጸዳ የሆነ ምግብ ልንሰጠው ይገባናል ማለት ነው። ያን በምናደርግበት ሰዓት ይኸው እኛን በደንብ ይጠብቀናል። በደንብ ሳይሰለች ምንሳይል እንዲጠብቀነ ይረዳልና። ያን ነው ማድረግ ያለብን ለድመታችንም እንደዚሁ ለድመታችን የምንሰጣት ምግብ ያው የተሻለ ጥሩ የሆነ ምግብ ልንሰጣት ይገባል። እንደዛ ካልሆነ እኛን ለቃነ ልትጣፋ ትችላለች። እንዲሁም ደግሞ አይጥን ደግሞ አድና ላታመጣልነ። ትችላለችና ይኸው ጥሩ የሚባል ምግብ መስጠት አለብን ነው ማለት ነው። ለሁሎችም ለምናሳድጋቸው እንስሳቶች እና እና እኔ ምንድነው የማደርግ እነዚህን ሁሉ እንስሳቶች። በአግባቡ እቀልባለሁ በአግባቡ ምግብ እሰጣለሁ ውሃ እሰጣለሁ እንከባከባለሁ። ሻወር የሚፈልጉ ከሆነ ሰውነታቸውን በማጽዳት። በውሃና በሳሙና በማድረግ ውሻዬንና ድመቴን አጸዳቸዋለሁ ማለት ነው። እና ሁሉ ነገር አላቸው መኝታ ቤት አላቸው ምግብ አላቸው። የተሟላ የሆነ ከእኔ ልክ ከሰው ልክ አድርጌ ነው የማኖራቸው እና። ያው በዚህ መልኩ እንከባከባቸዋለሁ ለማለት ነው። በብዛት እኛ ሰፈር ያለ ምን አይነት? እንስሳ ነው ካለ ውሻ ነው። ውሻ በሁሉም ቦታ አለ ውሻ ያስፈልጋል። ውሻ የሌለበት ግቢ ያው የሌባ ግቢ ነው ይባላልና። ውሻ ያስፈልጋል ማለት ነው። ለጥንቃቄ ለሌላ ነገር ለብዙ ነገር ውሻ ሊኖረን ነው ይገባል ለማለት ነው። ያለኝ ሀሳቤ ይሄ ነው። በዚህ ዙሪያ ያው አመሰግናለሁ ቻው።

የስራ አሰራሮችን ትከተላለህ? አዎ አንድን ስራ ለመስራት ግዴታ የስራ አሰራር ያስፈልጋል ማለት ነው። ደንብና ሁኔታ ያስፈልጋል ቅድመ ሁኔታ መጠንቀቅ ያለብን ነገር እና እያንዳንዱ ነገራቶች ያስፈልጋሉ ማለት ነው። ስራ ዝም ብሎ አይሰራም በተለይ የሙያ ስራ ከሆነ ያን ስራ የምንፈጽመው በተለየ መልኩ ደንቡን በማወቅ አሰራሩን በማወቅ እንዲሁም ደሞ ሰዎችን በማማከር ነው የሚያውቁ ሰዎችን ልምድ ያላቸው ሰዎችን በማማከር ነው ማለት ነው። እንደዚ አይነት ስራ ሊሰራ የሚችል እና አሰራር ማናቅ ከሆነ ብዙ ነገር እናበላሻለን ብዙ ችግሮች ልናመጣ እንችላለን። ሳናቀው የተለየ ሌላ አይነት ስራ ልንሰራ እንችላለን ማለት ነው። ለምሳሌ በቀላሉ እንውሰድና ቤታችን ውስጥ የሚሰሩ የፈርኒቸር እቃዎችን እንመልከት። ለምሳሌ ወንበሮችን ብንመለከት። ወንበር የሚሰራው ሙያ ባለው ልምድ ባለው የወጣት የጣውላ ባለሙያ ነውና የፈርኒቸር ባለሙያ ነውና እኛ እንሰራለን ምንል ከሆነ መጀመሪያ ምን ልናደርግ እንችላለን? ሊጠረብ የነበረውን እንዲውም በስትክክል ቅርጽ ንድፍ ወይም ደሞ መሰረት ሊሰራለት የነበረውን ነገር እኛ ቀጥታ ስነ ስርዓቱን ሳንጠብቅ ስራ እንጀምራለን ማለት ነው። ከዛ ልንሰራ የፈለግነው ወንበር ሲሆን እኛ ምን እናገኛለን ሌላ አይነት እቃ ልንሰራ እንችላለን። እና የስራ አሰራር ሁኔታዎችን ቅድመ ሁኔታዎችን መከተል ያስፈልገናል። ማንኛውንም ስራ ሊሆን ይችላል። ለምሳሌ ትላልቅ ስራዎችን የንግድ ስራዎችን በምንመለከት ሰዓት እነዛ ስራዎች የሚሰሩት መጀመሪያ እንግዳን በማማከር ደንበኛን በማማከር ሚፈልገውን እቃ በመጠየቅ እንዲውም ደሞ ገበያ ላይ ያለው የትኛው አይነት ተፈላጊ እቃ ነው። አሁን ላይ የሚያስፈልግ ምን አይነት እቃ ነው። ሚለውን ነገር በማጥናት ያን ካጠናን በኋላ ነው። ወደ ድርጅታችን እንዲውም ደሞ ወደ ካዝናችን እቃ ልናስመጣ የሚገባንና። ስነ ስርዓት መጠቀም ስርዓት መጠቀም የስራ አሰራር ቅድመ ሁኔታዎችን መጠቀም ራሳችን ነው የሚያገለግልና ራሳችን ነው የሚጠቅመን ማለት ነው። እና ብዙ ገንዘብ እንድናገኝ ያደርገናል ውጤታማ እንድንሆን ያደርገናል። በአግባቡ ስራችንን አጭር በሆነ ጊዜ እንድንጨርስ ይረዳናልና። ይሄን መንገድ ብንጠቀም የተሻለ ነው ብዬ አስባለው ማለት ነው። የስራ አሰራሮችን ቅደም ተከተል የማይጠቀም ሰው ምንድነው ሊያጋጥመው የሚችል? ብለን በምንጠይቅ ሰዓት አብዛኛው ጊዜ የስራ ኪሳራ ያጋጥመዋል። የስራ መሰላቸት ያጋጥመዋል እንዲውም ደሞ የተለያዩ የሆኑ ኪሳራዎችን ሊያጋጥሙ ይችላል ማለት ነው። እና በአግባቡ ልንሰራ ይገባል። የስራ በአግባቡ ለመስራት ደሞ የስራ አሰራር ሂደቶችን መከተል ያስፈልገናል ማለት ነው። የስራ አሰራር ሂደቶችን በምን መልኩ እናገኛለን ካልን በመጽሐፍ መጽሐፍ በማገላበጥ ሊሆን ይችላል። ለምሳሌ ድርጅት ንግድ መስራት ከፈለግን የንግድ መጽሐፎችን ማንበብ። የንግድ መጽሐፎችን በምናነብ ሰዓት ያው ቅደም ተከተሉን እያየነ እንዴት እንደሚሰራ። የት ለይ ማቆም እንዳለብን ምን ማድረግ እንዳለብን ሁሉን ነገር ያብራራልናል ማለት ነው። እና ያንን የንግድ መጽሐፍ በማንበብ በዛ በዛ ደንብ መሰረት በዛ ህግ መሰረት ስራችንን ልንሰራ ያስፈልገናል ማለት ነው። እና በዛ መልኩ ብናደርገው ይሻላል። እና ስራ ቅደም ተከተል የሚያስፈልገው ለዛ ነው። ውጤታማ ለመሆን በማሰብ ነው። እና ይሄን መልኩ እንደዚ አይነት የስራ ሁኔታ ብንተገብር ውጤታማ ለመሆን እንዲውም ደሞ አለም ላይ ወይም ደሞ ሀገር ላይ እኛ በደንብ ኢኮኖሚያችን ከፍ እንዲል ያደርገናል። እና ይሄን ሁኔታ ብንጠቀም ብዬ እመክራለው። ለሁላችንም ራሴንም ጨምሮ በዚ ሁኔታ ብንሰራ የተሻለ የሆነ የስራ እድል እናገኛለን ብዬ አስባለው ማለት ነው። ማንኛውም ዶክተሮችም በሚሆኑ ሰዓት ቅደም ተከተሉን በማይጠቀሙ ጊዜ ታካሚያቸው ሊሞት ይችላል። ማለት ነው ያ የሆነበት ምክንያት ምንድነው? ለምሳሌ ጓንት ማይለብሱ ከሆነ እንዲውም ደሞ ማደንዘዣ ማይጠቀሙ ከሆነ ሰርጀሪ በሚያደርጉበት ሰዓት ያው ትልቅ የሆነ ጉዳት ታካሚው ላይ ልናደርስ እንችላለን። ማለት ነው። ወይም ደሞ ዶክተሮች ሊያደርሱ ይችላሉ ያ እንዳይሆን ምንድነው ማድረግ ያለባቸው? ዶክተሮች ስነ ስርዓቱን መጠበቅ መጀመሪያ ግላብ መልበስ ከለበሱ በኋላም ደሞ ንጽህናውን የጠበቀ ማሰሪያ እንትን ማዘጋጀት። መሳሪያ ማዘጋጀት ከዛ በኋላ ማደንዘዣ መውጋት ማደንዘዣ ከወጉ በኋላ ቀስ እያሉ ሰውነቱን የፈለጉትን ፓርት የፈለጉትን ቦታ ማከም መስፋት ይኖርባችዋል። እና የስራ ቅደም ተከተል ያስፈልጋል ለማለት ነው። የስራ ቅደም ተከተል ሊኖረን ይገባል ሁላችንም በዛ መልኩ ልንጓዝ ይገባል ለማለት እወዳለው ማለት ነው። ሀሳቤ ያለኝ ይሄ ነው። እኔ ስራ ስራቶችን እከተላለው አመሰግናለው ቻው።

እጅ መጨባበጥ ትወዳለህ? አዎ እወዳለሁ። በተለይ ከምወደው ሰው ጋር ከምወደው ጓደኛዬ ጋር ስገናኝ እጅ በመጨባበጥ ነው የምንገናኘው። ቀናችንን የምንጀምረው እጃችንን በመጨበጥ ነው። እና በዛ ምክንያት ነው ጊዜያችንን የምናሳልፈው። አንዳንዴ ደግሞ በሰላምታ ብቻ እናሳልፋለን። ያ የሆነበት ምክንያት ምንድነው? ያው አንዳንዴ ተጨባብጠን ከሆነ መልሰን ስንገናኝ አንጨባበጥም። ሰላም ነው ተባብለን ነው የምንለያየው። እና እጅ የሚጨባበጡ ሰዎች አንዳንድ ጊዜ ለትወቅ ሊሆን ይችላል። ወይም ደግሞ ቤስት ፍሬንዶች፣ ጓደኛሞች በሚገናኙ ሰዓት እጃቸውን ይጨባበጣሉ። እና ፍቅርን ይጋራሉ ማለት ነው። እና እጅ መጨባበጥ የሚመነጨው ከየት ነው? ጥልቅ የሆነ ፍቅር ካለው ሰው፣ ጓደኝነት ካለው ሰው የሚመነጭ ነው ማለት ነው። እና እጅ በዛ መልኩን እንጨባበጣለን ሴትና ወንድ ሲጨባበጥ ምን ለማለት ተፈልጎበት ነው ስንል አብዛኛው ጊዜ ስዕስና ወንድ የሚጨባበጠው ያው ፍቅረኛ በሚሆኑ ሰዓት እጃቸውን ይጨባበጣሉ ማለት ነው። ፍቅረኛው ፍቅረኛውን በሚያገኝ ሰዓት እጇን ይጨብጣል ይስማታል። ምን ምን ይላታል ማለት ነው። ከእናቶቻችን ከአባቶቻችን ጋር እጃችንን እንጨባበጣለን በምንል ሰዓት እጆቻችን አንጨባበጥም። ከእናትና ከአባቶቻችን ጋር በምንገናኝ ሰዓት ማለት ነው። ምንድነው የምናደርገው? አብዛኛው ጊዜ እጃችን ከመጨባበጥ ይልቅ ምን እናደርጋለን ያው በሰላምታ ብቻ እንዲሁም በመተቃቀፍ አብረናቸው እንውላለን ማለት ነው። እና በዛ መልኩ ነው የምናደርገው ማለት ነው እንጂ እጆቻችን አንጨባበጥም። ከጓደኞቻችን ጋር እንድሁም ከፍቅረኞቻችን ጋር ብቻ ነው እጅ የምንጨባበጠው እንጂ ከቤተሰብ ጋር እንኳን እጅም አንጨባበጥም። እንዲሁም ደግሞ ቃል ትምህርት ቤት ሊሆን ይችላል። ትምህርት ቤት በምንሄድ ሰዓት የትምህርት ጓደኞቻችን በምናገኛችሁ ሰዓት እጅ በዛ መልኩን እንጨባበጣለን። ሴትና ወንድ ሲጨባበጥ ምን ለማለት ተፈልጎበት ነው ስንል አብዛኛው ጊዜ ሴትና ወንድ የሚጨባበጠው የስራ ማስታወቂያ ስናስገባ ያ ሰው ለምሳሌ እኛን ከተቀበለና የስራ ማስታወቂያችንን ከተቀበለ፣ ባልደረባው ሊያደርገን ከፈለገ፣ ሰራተኛው ሊያደርገን ከፈለገ፣ እጃችንን ይጨብጣል ማለት ነው። እጅ መጨባበጥ ከዚህ ላይ እንደ ስምምነት ይቆጠራል ማለት ነው። አንድ ነገር ቃል የገባውን ነገር ለመፈጸም ያ ሰው እጁን ይጨባበጣል ማለት ነው። እንዲሁም ደግሞ ከንግድ በኋላ ደንበኛ ከሸጠ ደንበኛ ከገዛ በኋላ፣ ነጋዴ ደግሞ ከሸጠ በኋላ ምን ያደርጋል? እጁን ይጨባበጣል ማለት ነው። አንድ ሰው ደስ ሲለው ሙያው ሲያረከው፣ ሲፈልገው፣ እንዲሁም ደግሞ የወደደው ሲሆን እጁን ዘርግቶ እንዲጨብጠው ያደርጋል። እና እጅ መጨባበጥ በዚህ መልኩ ይፈጸማል። እኔ እጅ መጨባበጥ እወዳለሁ። እጅ መጨባበጥ ሰላም ምን ይሰጣል። ከሰው ጋር ሰላምታ ማድረግ ደስታን ይሰጣል። ፍቅርን ያመጣል ማለት ነው። የምንወደውን ሰው ሲሆን ደግሞ የተለየ የሆነ ፍቅር እጥፍ ድርብ የሆነ ፍቅር ያመጣልናል ማለት ነው። ጠላታችን እጅ መጨበጥ ምንድነው ይጠቅማል። ያው ውስጡ እንዲለሰልስ ያደርጋል። እንዲሁም ደግሞ በራሳችን መተማመን ለመሳየት ይጠቅመናል። እና ሁል ጊዜ እጅ መጨባበጥ የምሁር ስራ ነው ማለት ነው። እጅ መጨባበጥ የማይወድ ሰው ምንድነው ካልን ሰዎችን የሚፈራ፣ አይን አፋር የሆነ ሰው ለምሳሌ እጅን አይጨባበጥም። እጅን ከተጨባበጠ ያው ያፍራል። ምን ይላል። እንዲሁም ደግሞ አልመጥንም ብሎ ስለሚያስብ እጁን አይጨባበጥም። ሰላምታ ብቻ ነው የሚያደርግ ማለት ነው። እንዲሁም ደግሞ የማናውቀውን ሰው ደግሞ እጅ አንጨብጥም ለምሳሌ። ለምሳሌ እንግዳ አይነት ሰው ከሆነ እጁን ለምን እንጨብጣለን? እጁን አንጨብጥም። እጄ የምንጨብጠው በተለያየ ጊዜ ያን ሰው እየለመድነው ስንመጣ፣ እንዲሁም ደግሞ ከዛ ሰው የሆነ ነገር ስንፈልግ እጅ ጨብጠን ጉዳያችንን እናማክረዋለን ማለት ነው። ወይም ደግሞ እንቀጥላለን ከእሱ ጋር። እና እጅ መጨበጥ በዛ መልኩ ነው የሚሆነው ማለት ነው እንጂ ዝም ብለን ያገኘነውን ሰው የሚሄደውን ሰው ሁሉ አልፎ አግዳሚውን ሁሉ እጅ መጨበጥ አያስፈልግም ማለት ነው። እሱም ደግሞ ያው ዘርግቶ እጁን አይሰጠንም ማለት ነው። የምናውቀው ሰው ሲሆን ብቻ ነው። እጁን ሊጨብጠን የሚችል ማለት ነው። አብዛኛው ሰው ለምሳሌ ምሁር ሰው የምናውቀው እጁን ይዘረጋል ለሰላምታ። ምሁር የሆነ ሰው ማለት ነው። የሚኮራ ሰው ደግሞ ወይም ደግሞ ሌባ ሰው እጁን አይዘረጋም ጨብጦኝ ብሎ ማለት ነው። እና በዚህ መንገድ ልንለያቸው፣ በዚህ መልኩ ልንለያቸው እንችላለን። እና እጅ አጨባብጥ ላይ ያን ያህል አይደሉም ማለት ነው። እና የሚፈሩ ሰዎችም አሉ። የማይፈሩ ሰዎችም አሉ። ሁልጊዜ ደግሞ እጄን ጨብጡ የሚሉ አይነት ሰዎች አሉ። ሁልጊዜ ይዘረጋሉ። እጅ እንዲጨበጡ ማለት ነው። ለምን እንደሆነ አላውቅም። እንደዚህ አይነት ሰዎች ለምን እጃቸውን እንደሚዘረጉ አላውቅም። ሁሌ ይዘረጉና እጃቸውን ጨብጡኝ መጨባበጥ ብቻ የሚወዱ አሉ። መተቃቀፍ የሚወዱ አሉ። እና ብዙ አይነት ሰዎች አሉ ለማለት ነው። ያለኝ ሀሳብ ይሄ ነው። አመሰግናለሁ።

ቅርጫት አለህ ቅርጫት አለኝ። ቅርጫት ሲባል ሁለት አይነትን ማመላከት ይፈልግበታል እዚህ ላይ ቅርጫት ሲባል የባስኬትቦል ቅርጫት አለ እንዲሁም ደግሞ የቆሻሻ ቅርጫት አለ ማለት ነው። ቆሻሻን የምናስገባበት የባስኬትቦል ቅርጫት ስንል የባስኬትቦልን ኳሱን የምናስገባበት የሆነ ቅርጫት ነው። ይሄ ላይ ምንድነው ውድድር ላይ እንዲሁም ደግሞ ስፖርት ላይ የሚያገለግል የሆነ የቅርጫት አይነት ነው ማለት ነው። እኛ የፈለግንበት ለምሳሌ የእንትኑን ከሆነ የቆይ ቤትን ቅርጫት ከሆነ የቆሻሻ ቤትን ቅርጫት ከሆነ የተለያዩ የሆኑ ቆሻሻዎችን እነ ሶፍትን እነ ሃይላንዶችን እንዲሁም ደግሞ የተበላሹ ምግቦችን የማይረቡ የሆኑ መሳሪያዎችን የምናስገባበት የሆነ የቆሻሻ ማጠራቀሚያ ነው ቅርጫት የምንለው ማለት ነው። ቅርጫት ምንድነው? ጥቅሙ ካልን ያው ቆሻሻ ለማስገባት ቤታችን እንዳይቆሽሽ እንዲሁም ደግሞ ቤታችን ቦታ እንዳይበዛበት በማለት የውግ የቅርጫት መሳሪያ ያስፈልገናል ማለት ነው። እዛ ቅርጫት ውስጥ በማስገባት እናስቀምጠዋለን ማለት ነው። እና ለረጅም ጊዜ በማስቀመጥ እዛ ቆሻሻ እንዳይሸት በማድረግ አውጥተን እንደፋዋለን ማለት ነው። እዛ ግዜው ሲደርስና ቅርጫትን በዛ መልኩ እንጠቀመዋለን ማለት ነው። የኳስ ቅርጫት በምናይ ሰዓት የኳስ ቅርጫት አብዛኛው ጊዜ ኳስ ሲጫወቱ ኳሲቱ ወደ ቅርጫት ውስጥ ከገባች ቅርጫት ኳስ ከቅርጫት ኳስ ውስጥ ስትገባ አሸናፊና እንዲሁም ደግሞ ጎል ተቆጠረና አልተቆጠረ የሚለውን ነገር እንዲህ ይለይልናል ማለት ነው። ጎል ከገባ ምንድነው? ቅርጫቷ በዛ አልፋ ከሄደች ጎል ገባ ይባላል። በዛ ካላለፈች ደግሞ ጎል አልገባም ይባላል እና ለስፖርት ይጠቀሙታል ማለት ነው። ይሄን የቅርጫት ኳስ የቅርጫት መሳሪያ ማለት ነው አብዛኛውን ግን ያው በብዙ ቦታ አለ ይሄኛው የቆሻሻ ማጠራቀሚያ የሚባለው ቅርጫት በብዙ ቦታ አለ። በብዙ አካባቢዎች አለ ለምሳሌ ቤት ውስጥ አለ እንዲሁም ደግሞ ሆቴሎች ውስጥ አለ ሬስቶራንቶች ውስጥ አለ እንዲሁም ደግሞ ስፖርት ቤቶችም አለ። ሲኒማ ቤቶችም አለ በተለይ ደግሞ ያለበት ቦታ የት ነው? ካላችሁኝ አብዛኛው ጊዜ ሆስፒታል ላይ አለ። ሆስፒታል ላይ ለምሳሌ ደም ሊሆን ይችላል ጥጥ ሊሆን ይችላል የታመመ ወይም የታካሚ ቆሻሻዎች ጽዳጆች ሊሆኑ ይችላሉ። እና ጥንቃቄ ስለሚያስፈልግ ያው ቅርጫት ያስፈልጋል እዛ ቅርጫት ውስጥ በማስገባት የተለያዩ ከተለያዩ በሽቶች ራሳችንን መጠበቅ እንችላለን ማለት ነው። ለምሳሌ ደም ደምን ብንወስድ ለምሳሌ ደም ውስጥ ኤች አይ ቪ አለ ያ በሽታ ወደ እኛ እንዳይተላለፍ ስንፈልግ ያው ምን እናደርጋለን መንገዱ ላይ ከምንጥለው የምንጠርግበትን ሶፍት መንገድ ላይ ከምንጥለው ምን እናደርጋለን ቀጥታ ቅርጫት ውስጥ እናስገባዋለን ማለት ነው። ቅርጫት ውስጥ ከገባ በኋላ ያው ጥንቃቄ ያስፈልገዋል ህፃናቶች መምጣት የለባቸውም ወደዛ ቅርጫት እጃቸውን መስደድ የለባቸውም ቆሻሻን መያዝ የለባቸውም ማለት ነው። ማንኛውም ቅርጫት እዛ ውስጥ ስለሚገባ እንዳይጎዱ እኛ የራሳችን አስተዋጽኦ ማድረግ ይኖርብናል ለማለት ነው መጠንቀቅ አለብን። ይኸው እኛ መጠንቀቅ አለብን በየጊዜው በተለይ ህፃናቶችን ከህፃናቶች ቅርጫት ጋር እንዲደርሱ ማድረግ የለብንም ማለት ነው። እና ቅርጫትን ወደ ውጭ ላይ ብናደርገው ወይም ደግሞ ጓሮአችን ቤተሰብ ቤተሰብ ቤተሰባችን የሚኖርበት አካባቢ ወይም የሚኖርበት ቦታ ሳይሆን ወጣ ባለ ስፍራ ላይ ብናደርገው የተሻለ ነው በተለይ ህፃኖች የማይደርሱበት ቦታ ላይ ብናደርገው ቅርጫቱን ይሻላል ማለት ነው። እና ማንኛውንም ነገር ለመሰብሰብ ይሆናል ቅርጫት የማይፈለጉ ነገራቶችን የማይፈለጉ ቆሻሻዎችን ለመሰብሰብ እንጠቀመዋለን ማለት ነው። ቅርጫትን እና ቅርጫት ብዙ ዘርፍ ነው ያለው ለማለት ነው። እንዲሁም ደግሞ የቅርጫት በምን ይሰራል ካልነ ቅርጫት የሚሰራው በገመድ ሊሆን ይችላል ለምሳሌ የእግር የባስኬትቦል ቅርጫት አይተን ከሆነ የተሰራው በገመድ ነው። እንዲሁም ደግሞ ሌላ ቅርጫቶችን የቆሻሻ ቅርጫቶችን በምንመለከት ሰዓት የቆሻሻ ማጠራቀሚያ ቅርጫቶችን በምንመለከት ሰዓት የተሰሩት በብዛት ከላስቲክ ነው ከገመድ ምናምን ነገር ነው የተሰራው እንዲሁም ደግሞ ታቹ አያፈስም ማለት ነው ታቹ ሙሉ ለሙሉ የተዘጋ ነው። ታችሁ ሙሉ ለሙሉ የተዘጋ ስለሆነ ቆሻሻ በምናስቀምጥበት ሰዓት ወደ ታች አይወርድም ማለት ነው። እንዲሁም ከባባድ ቆሻሻዎች በምናስቀምጥበት ሰዓት ወደ ታች ሊፈስ አይችልም ማለት ነው። እና ይሄ ነው ልዩነቱ የቅርጫትን ኳስ እንዲሁም ደግሞ ስፖርት ላይ የሚጠቀሙትን የቅርጫት አይነት በምንመለከት ሰዓት እሱ ታቹ የታሰረ አይደለም። ኳስ በሚገባ ሰዓት ወይም ደግሞ የሆነ ነገር በሚገባ ሰዓት በላዩ በታች መልሶ ይወጣል ማለት ነው። እና ልዩነት አላቸው ለማለት ነው። የ የቅርጫት ኳስ እና የቅርጫት የስፖርት የኳሱ እና ያ ቅርጫት እና አሁን እኛ የምንጠቀመው የቅርጫት አይነት የቤት ውስጥ የቤት ውስጥ ቅርጫት ይለያያል ለማለት ነው። ያለኝ ሀሳብ ይሄን ስለ ቅርጫት አመሰግናለሁ። ስለነበረና ቆይታ ቻው።

ምን አይነት ጥቅማ ጥቅሞች አሉኝ። እኔ ብዙ አይነት ጥቅማ ጥቅሞች አሉኝ እ እነዛም ደግሞ ምንድነው? እ ከስራ የማገኘው ጥቅማ ጥቅም አለ። እንደውም ደግሞ እ በስልኬ በምሰራው ጥቅማ ጥቅም አለ። እንዲሁም ደግሞ የተለያዩ ቦታዎች በቤተሰብ መልኩ የሚላክልኝ ጥቅማ ጥቅሞች አሉ። እና እንደዛ ጥቅማ ጥቅሞች ለምን ይጠቅሙኛል? እ ለተለያየ የህይወቴ ማንኛውም በሚደርስብኝ ሀ አይነት ችግር እነሱን በመጠቀም ገንዘብ ለምሳሌ ገንዘብን በመጠቀም እም ምፈታ ይሆናል ማለት ነው። መፍትሄ ማገኝለት እንዲሆን ጥቅማ ጥቅም ያስፈልገኛል ጥቅማ ጥቅሞች ስንል ምን ማለታችን ነው? እኛን የሚጠቅሙነ ነገራቶች ለህይወታችንን ለመምራት እንዲሁም ደግሞ ደስተኛ የሆነ ህይወት እንድንኖር የሚያስችሉነ ጥቅሞች ማለት ነው። ጥቅማ ጥቅሞች ስንል እ በብዛት ሊሆን የሚችለው በዋነኝነትና በአንደኛነት ደረጃ ጥቅማ ጥቅም ስንል እ የፈለ የምንፈልግበት አ ገንዘብን ነው። ገንዘብ ትልቅ የሆነ ጥቅም አለው ገንዘብ ጥቅም አለው ማለት የተለያዩ ነገራቶችን እንድናደርግ ያስችለናል። ስንታመም እ ዶክተር እ ጋ እንድንኸድድ እንዲሁም ደግሞ እንድንታከም የፈለግነውን ነገር ቤት ስንፈልግ ደግሞ ቤታችንን ለመግዛት መኪና ስንፈልግ እንድንገዛ እንዲሁም ደግሞ እ ሰው ሲታመምብነ እንድንከፍል እ ምግብ ስንፈልግ ደግሞ ገዝተን እንድንበላ ያደርገናል ማለት ነው። ገንዘብ ሲኖረን እና ገንዘብ የሌለው ሰው ጥቅም የለውም ይባላል። ጥቅማ ጥቅም የለውም። እና እነዚህ ገንዘቦች የት ነው የሚገኘው ካልነ ከተለያዩ ነገራቶች እናገኛለን ገንዘብ ለምሳሌ ከስራ ሊሆን ይችላል። እንዲሁም ደግሞ እ ስ ስራ እየሰራን እናገኛቸዋለን እየነገድነ እናገኛቸዋለን እእንዲሁም ደግሞ የተለያዩ ነገራቶችን እያደረግን ሰውን እያከምነ ሊሆን ይችላል። እ እየሸጥነ እየለወጥነ እ ኧ እ እንደገናም ደግሞ የስራ የስልክ ስራዎችን እየሰራን ጥገና እየሰራነ እነዚህን ገንዘብ ልናገኝ እንችላለን። እና ገንዘብ ብዙ አይነት ነው ምንጩ ለማለት ነው። ከቤተሰብም የምናገኘው ገንዘብ ይኖራል። እንዲሁም ደግሞ ከኪራይ ቤት በማከራየት ገንዘብ እናገኛለን እና ከብዙ ቦታ ገንዘብ ልናገኝ እንችላለን ጥቅማ ጥቅም ብለን እንጠራዋለን ማለት ነው። ሲቀጥል ደግሞ ሌላ ሌላ ጥቅማ ጥቅም ብዬ የማስበው እ የቤተሰብ ጥቅማ ጥቅም ነው። ቤተሰብ ለእኛ ትልቅ የሆነ ጥቅም አለው። ቤተሰብ ከለለ ህይወት አይቀጥልም ህይወት ያስጠላል ያለ ቤተሰብ ብዙ ነገር እናጣለን ማለት ነው። እና ቤተሰብ ጥሩ ቤተሰብ ሊኖረነ ይችላል እና ቤተሰባችንን መጠበቅ አለብነ ብዬ አስባለሁ ማለት ነው። ስ ሲቀጥል ደግሞ ቤተሰብ እንዳልኩትም እ ሚስት ያስፈልጋል ሚስት ትልቅ የሆነ እ የህይወት ብርሃን ናት ይባላል። ምድር ላይ እያለነ እ እኛ መግባት ስንፈልግ የዛን ጊዜ ሚስት ያስፈልገናል ማለት ነው። እና ህይወታችንን በሰላም በተረጋጋ መንፈስ እንድንቀጥል ያደርገናል እና እንዲሁም ደግሞ ልጅ ልጅ ደግሞ ትልቅ የሆነ ወራሽ ነው። የ የልጅ የአባት ወራሽ ምንድነው? ልጅ ነው ልጅ ካለ እ እኛ በምንደክምበት ሰዓት ድካም በሚያጋጥመነ ሰዓት የው ልጃችን ነው። ወደ እኛ ለእኛ ብር የሚሰጠነ የሚቀልበነ እሱ እየሰራ ደግሞ እኛን እስክንሞት ድረስ ይጦረናልና እንደዛ ነው የሚያደርጉ ማለት ነው። እ አብዛኛው ጊዜ ሰዎች በዛ መልኩ ነው መኸድ ያለባቸው ጥቅማ ጥቅም ደግሞ ከተለያየ ከልጃቸው ሊያገኙ ይችላሉ። እንዲሁም ደግሞ እ እንዲሁም ደግሞ ከቤተሰቦቻቸው ከተለያየ ሰው ሊያገኝ ይችላሉ ማለት ነው። በሚያረጁበት ሰዓት እና ይሄ ነው የኔ ጥቅማ ጥቅም ማለት ነው። ህ ሊሆን የሚችለው ትምህርት ላይ አሁን ደግሞ ተማሪ ነኝ ለምሳሌ ተማሪ ስሆን ምን አይነት ጥቅማ ጥቅም አገኛለሁ ብዙ ጥቅም አገኛለሁ ማለት ነው። ለምሳሌ ዩኒቨርሲቲ ውስጥ ነው የምኖረው ዩኒቨርሲቲ ውስጥ ስ ስንኖር የተለያየ ጥቅማ ጥቅም የምግብ ጥቅማ ጥቅም እንዲሁም ደግሞ የ የአልጋ የውሃ የሻወር የተለያዩ ጥቅማ ጥቅሞችን አገኛለሁ ማለት ነው። እ ትምህርት ቤት ውስጥ ግቢ ውስጥ በምሆንበት ሰዓት ማለት ነው ያ ለምን ይጠቅመኛል? ወደፊት ስራ ይዤ እ ትልቅ ደረጃ እንድደርስ ቤተሰቦቼን እንድጦር ዲግሪ እንድይዝ ይጠቅመኛል ማለት ነው። እና ብዙ ጥቅማ ጥቅም አገኛለሁ ተማሪ በመሆኔ ራሱ ማለት ነው። ያለኝ ሀሳብ ይሄ ነው እ በጥቅማ ጥቅም ዙሪያ እ እንዲሁም ደግሞ ሌላም ደግሞ ጥቅማ ጥቅም ብዬ የማስበው ምንድነው? እ አካባቢ ያለ አካ የአካባቢ ጥቅማ ጥቅም ነው። የአካባቢ ጥቅማ ጥቅም ማለት የተለያዩ እጽዋቶችን በመትከል እ አካባቢያችንን በማስዋብ በብዙ አይነት ጥቅማ ጥቅም ልናገኝ እንችላለን ማለት ነው። ከ እ እጽዋቶች እ ከአካባቢው እንዲሁም ደግሞ እ ከእንስሳቶች ብዙ አይነት ጥቅማ ጥቅም እናገኛለን እንስሳቶችን በማርባት እንቁላሎችን የእንስሳት እንቁላል በመ በመቀቀል በመሸጥ እ ስጋውን በመሸጥ ሊሆን ይችላል። እንዲሁም ደግሞ በመብላት በመመገብ እንደዚህ አይነት ጥቅማ ጥቅም እናገኛለን ማለት ነው። ከእንስሳት እና ከእጽዋት ደግሞ እ ብዙ ነገር እናገኛለን ለምሳሌ ፍራፍሬዎችን እ በመትከል ከበሰሉ በኋላ እነሱን ፍራፍሬዎች በመመገብ እንዲሁም ደግሞ ለንግድ አድርገን በመሸጥ እንደዚህ እንደዚህ በማድረግ ብዙ አይነት ጥቅማ ጥቅም እናገኛለን ብዬ አስባለሁ ማለት ነው። ከእንስሳት ከእጽዋት እንዲሁም ደግሞ ከሰዎች እ እንዲሁም ደግሞ ከመንግስት ከመንግስትም ብዙ ጥቅማ ጥቅም ይገኛል ማለት ነው። ለማህበረሰቡ የሚሰጠው ጥቅም እና እነዚህ ናቸው ያሉኝ ሀሳቦች አመሰግን

ስለ ፀጉርህ ተንከባከብ ትወደዋለህ የፀጉር እንክብካቤ በጣም ነው የምወደው። የፀጉር እንክብካቤ ፀጉሬን በአብዛኛው ጊዜ አበጥራለሁ አጥባለሁ እተኮሳለሁ። እንዲሁም ደግሞ ቅባት እቀባለሁ። ፎራፎር ካለውም ደግሞ በሳሙና በሻምፖ በደንብ አድርጌ አጥበዋለሁ ማለት ነው። ፀጉሬን በተለያዩ ቀለማት እቀበዋለሁ ማለት ነው። እና የሚያስፈልገውን ነገር በማድረግ ያው እንዲህ እንዲያድግ በይበልጥ ደግሞ እንዲስፋፋ አደርገዋለሁ ማለት ነው። ፀጉሬን እና ፀጉሩ ፀጉሩን አብዛኛው ጊዜ መታከም መታጠብ ምንድነው? ጥቅሞ ካልነ። ፀጉራችንን መታጠብ ጥቅሙ ያው ፈራፎር እንዳይኖረው እንዲሁም ደግሞ ቆሻሻ ቀማል አይነት ነገራቶች ከፀጉራችን እንዳይኖሩ ይከላከልልናል ማለት ነው። ያን በምናደርግበት ሰዓት እንክብካቤያችን ጤናችን እየጠበቅን መሆናችንን እንዳንዘነጋ ማለት ነው። ፀጉሩ የሚያስጠላ ሰው በብዛት ከምን የመነጨ ነው። ያው ከእንክብካቤ እጥረት የመነጨ ነው ማለት ነው። አንዳንድ ፀጉሮችን አይተን ከሆነ በጣም ቆሻሻ ይሆናሉ እንዲሁም ደረቅ ይሆናሉ ያ የሆነበት ምክንያት ምንድነው? ስለማናጥባቸው ስለማንከባከባቸው እንዲሁም ደግሞ ቅባት ስለማንቀባቸው በዛ ምክንያት የመጣ የሆነ ቆሻሻ ነገር ነው ማለት ነው። ፀጉራቸው ላይ የሚታየን እና አንዳንድ ሰዎች ደግሞ ፀጉራቸው በጣም ላዛ የሆነ ፀጉር አለ በጣም ደስ የሚል የሚያምር ለአይን የሚማርክ የሆነ ፀጉር ያላቸው ሰዎች አሉ ማለት ነው። ያ የሆነበት ምንድነው? ስለሚያጥቡት ስለሚንከባከቡት ነው የተለያየ ቅባት ስለሚቀቡት ስለሚጨነቁለት ማለት ነው። እንደ ሌላው አካላቸው እንደ ፊታቸው እንደ ሰውነታቸው እንደ እጃቸው ፀጉራቸውንም ስለሚንከባከቡት ነው። እና ፀጉር ትልቅ የሆነ እንክብካቤ ያስፈልገዋል ማለት ነው። ሴቶችሳ ፀጉራቸው ላይ እንዴት ናቸው በምንል ሰዓት ሴቶች በብዛት አይተነው ከሆነ ፀጉራቸው በጣም ያምራል። ደግሞም ደግሞ ረጅም ነው በጣም የሴት ውበቱ የሴት ውበቷ ሲጀመር ፀጉሯ ነው ማለት ነው። ፀጉሯ ከሌለ ሴት ልጅ ብዙም ውበቷ ይጠፋልና። የውበቷ ፀጉሯ ነው እና ፀጉሯን ታበጥራለች ታጥባለች። እንዲሁም ደግሞ እየተተኮሰች ምን እያለች የቀለ ቀለም እየተቀባች የተለያዩ ቀለማቶችን እየተቀባች እያበጠረች ታሳድገዋለች ማለት ነው። እና የሴት ልጅ ውበቷ ፀጉሯ ነው ፀጉሯ ከሌለ ወንድ ልጅ ነው የምትመስል። ወንድ ልጅና ሴት ልጅ የሚለያቸው ነገር ያው የፀጉር እርዝማኔው ነው። እንዲሁም ደግሞ የፀጉር ውበት ነው በብዛት ሴቶች ነው ውበት የፀጉር ውበት ያላቸው ወንድ ልጅ ደግሞ ያው የፀጉር ውበት የለውም ማለት ነው። እና በሴቶች ይሰየማል ማለት ነው። ፀጉር የሚባለው ነገር ማለት ነው። በተፈጥሮ ምን አይነት ፀጉሮዎች አሉ ካልነህ? አንዳንድ ፀጉሮዎች በጣም አንዳንድ ፀጉር ሸካራ ናቸው በተፈጥሮ ደረቅ የሆኑ ፀጉሮች አሉ እንዲሁም የሚያስጠላ አይነት ከረን ያላቸው ብዙም የማይማርኩ ከረኖች አሉ ማለት ነው። የፀጉር ቅርጾች ማለት ነው። እንዲሁም ደግሞ አንዳንዴ ደረቅ ሆኖ በጣም የገረጣ አይነት የሆነ ልስላሴ ያለው አለና አንዳንዱ ደግሞ በጣም ደስ የሚል ለስላሳ የሆነ ላዛ የሆነ ቢታጠበውም ባይታጠበውም ሁሌ የሚያምር የሆነ እይታ ገጽታ ያለው ፀጉር አለ። እና ሲታጠበው ደግሞ በጣም የሚያምር የሚያ የሚያብለቀልቅ አይነት ፀጉር አለ ማለት ነው። መስታወት የሚመስል አብዛኛው ፀጉሮች ላዛ የሆኑ ፀጉሮች መስታወት ይመስላሉ እና እንደዛ አይነት ፀጉር ያለው አለ ከተፈጥሮ ጀምሮ ማለት ነው። ከልጅነቱ ጀምሮ ያለው አለ ማለት ነው። እና ያው እኛ በወጣትነታችን ፀጉራችንን ልንከባከብ ይገባል ማለት ነው። እያደግን ስንመጣ እድሜያችን እየሄደ በሚመጣ ቁጥር ፀጉራችን ያው እየገባ ይመጣል ወደ ውስጥ ማለት ነው እየረገፈ እያለቀ ግንባራችን እየሸሸ ይመጣል ማለት ነው። ከግንባራችን እና ልናጠው ስለምንችል ከአሁኑ ፀጉራችንን መንከባከብ አለብን ነው ማለት ነው። ያው እያደገነ ሽማግሌ ስንሆን ፀጉራችን በብዛት ምን አይነት መልክ ያመጣል። ጥቁር የነበረው የሚያምር መስታወት የነበረው ፀጉራችን ወደ ነጭ ከረን ይቀየራል ማለት ነው። የዛን ጊዜ ወደ ነጭ ከረን ሲቀየር ያው ተስፋ መቁረጥ የለብንም ምንድነው? ማድረግ ያለብነ ቅባት እየቀባን እያጠብን እየተኮስን እያበጠርን ልንንከባከበው ይገባል ማለት ነው። እና ፀጉራችንን በየትኛውም እድሜ ብንሆን መንከባከብ ይገባናል ትንሽንነ ትልቅንነ ሳንል ሁል ጊዜ ፀጉራችንን በእንክብካቤ ልናስቀምጠው ልንከባከበው ይገባል ማለት ነው። እና ይኸው ፀጉር ወሳኝ ነገር ነው ለማለት ነው። ፀጉሩን መንከባከብ አለብን ፀጉሩን የማይንከባከብ ሰው በብዛት እያከከ እናገኘዋለን። እከክ የሚባል ነገር አለ ብዙ ቅማላቶች ፀጉሩ ላይ ይሰፍራሉ እነዛ ቅማሎች ያሳኩታል። እንዲሁም ደግሞ ለሰው ያስጠላል ደግሞ ለሚያየው ሰው እያከከ ለሚያየው ሰው ያስጠላል ማለት ነው። ቴንሽናችን እንዳይሰረቅ ያደርጋል በየጊዜው የምናክ ከሆነ ፀጉራችን ያው ቴንሽናችን ይሰረቃል። እና በዛ ምክንያት ያው ፀጉራችንን መንከባከብ አለብን ለማለት እወዳለሁ ያለኝ ይሄ ነው። አመሰግናለሁ

የይለፍ ቃልህን ትጠብቃለህ የይለፍ ቃሌን አዎ እጠብቃለሁ ምክንያቱም የምጠብቀው ያው ስለማውቀው ነው ሁል ጊዜ በይለፍ ቃሌ ስለምገባ የሚጠፋኝ ነው አይመስለኝም ማለት ነው። አንዳንዴ የስልኩ ችግር ከሆነ። የራሱ የሲስተሙ ችግር ከሆነ ምናልባት ሊሳሳት ይችላል ማለት ነው ሊጠፋኝ ይችላል። ጠፍቶኝ ሳይሆን ያው ሊበላሽ ይችላል ማለት ነው። አንድ ጊዜ እንደዚህ አጋጥሞኛል። የይለፍ ቃል አንዴ ጠፍቶኝ ያውቃል ማለት ነው። ያ የሆነበት ምንድነው ያው ከችግሩ ከዲቫይሱ ችግር ውስጥ ነው ከስልኩ ከቀፎ ውስጥ የተፈጠረ ችግር ነው። እና እኔ እንኳን አይጠፋኝም አንድ ጊዜ ሁለቴ ሶስት ጊዜ እኮ የኛ የለፍ ቃላችን እያስገባን ከሰራነው እዛ በኋላ የሚጠፋን ነው አይመስለኝም ማለት ነው። የይለፍ ቃል የሚጠፋው አብዛኛው ጊዜ ወጣቶች ሳይሆኑ በብዛት ሽማግሌዎች ናቸው። ሽማግሌዎች የይለፍ ቃል ይጠፋቸዋል እናቶቻችን አባቶቻችን የይለፍ ቃል ካደረግንላቸው በኋላ ወይም እነሱ ካደረጉት በኋላ በበነገታው ይጠፋቸዋል ወይም ደግሞ ትንሽ ቆይቶ አንድ ጊዜ ከከፈቱት በኋላ ሁለተኛ ለአምስት ደቂቃ ምናምን ቆይተው መክፈት ያቅታቸዋል ማለት ነው። እና የይለፍ ቃል በዚህ ጊዜ ሊጠፋቸው ይችላል። እንዲሁም ደግሞ አንዳንድ አልዛይመር የታመሙ በሽተኞች ለምሳሌ ከመታመማቸው በፊት የይለፍ ቃል አስገብተው ከሆነ ፓስወርድ አስገብተው ከሆነ ከዛ በኋላ ሲታመሙ ያን ፓስወርድ ይረሱታል ማለት ነው ሊጠፋቸው ይችላል። እና በዛ ምክንያት የይለፍ ቃል ሊያጡ ይችላሉ ማለት ነው። የይለፍ ቃላችንን በምናስገባበት ሰዓት የተሳሳተ የይለፍ ቃል የምናስገባ ከሆነ ምን ያጋጥመናል? ለአምስት ደቂቃ ቅጣት የአስር ደቂቃ ቅጣት የአስር ደቂቃ ቅጣት የሃያ ደቂቃ ቅጣት እያለ ይሰጠናል ማለት ነው። በዛ ሰዓት ያው ምንድነው የሚያደርገው? ቅጣቱን ከጨረስን በኋላ እንደገና እንድናስገባ ያዘናል ማለት ነው። አሁንም ደግሞ እምቢ ካለ የይለፍ ቃላችን ከተሳሳተ ምን ያደርጋል ስልካችንን ይቆልፈዋል ማለት ነው። እና ለረጅም ጊዜ ሳንጠቀም እንቆያለን ማለት ነው። ይሄ የሚፈጠርበት በሚፈጠርበት ሰዓት ምንድነው? ማድረግ ያለብን ስንል ይሄ በሚፈጠርበት ሰዓት ማድረግ ያለብን ወደ የይለፍ ቃል የሚሰብር ወደ ባለሙያ በመሄድ የይለፍ ቃላችንን ልናሰብረው እንችላለን አለብን ማለት ነው። የይለፍ ቃላችንን በምናሰብረው ሰዓት ምን ያጋጥመናል? ውስጡ ላይ ያለው መረጃ ማንኛውም መረጃ አብሮ ይጠፋል ማለት ነው። እንዲሁም ደግሞ የጂሜላችን የጂሜላችን የኛ የሆነ አካውንት ምን ይላል? አብሮ ይደለታል ማለት ነው እና ሁሉን ነገር ፎቶ ሊሆን ይችላል አፕሊኬሽን ሊሆን ይችላል እያንዳንዱን መተግበሪያዎች ያወረድናቸውን እያንዳንዱን ኮንታክቶች ከስልኩ ላይ ያሉ ኮንታክቶችን የቴሌግራም ያወራናቸውን የእያንዳንዱ ነገሮችን ምን ያደርግብናል ይሰረዝብናል ማለት ነው። እና እንደዛ ሊሆን ስለሚችል የይለፍ ቃላችንን መጠበቅ አለብን ማለት ነው። ይሄ ይለፍ ቃሉን የማይጠብቅ ሰው በብዛት የታመመ ካልሆነ በስተቀር የይለፍ ቃሉን የሚረሳ ሰው ያለ አይመስለኝም። እና ያው አብዛኛው እንደዛ ነው ለማለት ነው አመሰግናለሁ እኔ ያለኝ ሀሳብ ይሄ ይመስለኛል። ሲቀጥል ደግሞ ይሄ ለፍ ቃል እንዳይጠፋነ ምን ማድረግ አለብን ካልነ የይለፍ ቃል እንደጠፋን በስማችን ብናደርገው የተሻለ ይመስለኛል። ወይም ደግሞ በእናታችን ስም ወይም ደግሞ በምንወደው ነገር በምንወደው ሰው ስም ብናደርገው አይጠፋንም ወይም ደግሞ በምንወደው ሀገር የተለያየ ሀገር ልንወድ እንችላለን አይደለ እዛ የምንወደውን ሀገር የየለፍ ቃል ብናደርገው የተሻለ ነው ማለት ነው። በዛ ሰዓት የየለፍ ቃላችንን ግራ በሚገባን ሰዓት በሚጠፋን ሰዓት ምን እናደርጋለን? ያ የምንወደውን ነገር በማስታወስ ያንን ነው ብለን የይለፍ ቃሉን እናስገባዋለን ማለት ነው። ወይም ደግሞ የምንወደውን ሰው በማስታወስ የይለፍ ቃል እናስገባለን ማለት ነው። በዛ ሰዓት የይለፍ ቃል ጭራሽ አይረሳም ሊረሳም አይችልም ማለት ነው። የይለፍ ቃል ሊረሳ የሚችል ምንድነው? የተለያዩ ቁጥሮችን በምናደርግበት ሰዓት ዝም ብለን ደስ ያለን ነን ቁጥር በአእምሮአችን የመጣን ቁጥር በምናስገባበት ሰዓት ያው ልንረሳው እንችላለን ማለት ነው። እና ሲጀመር ዲጂቱንም ማሳጠር ማሳነስ አለብን ዲጂቱን የይለፍ ቃል ዲጂቱን ድርጅቱን የምናበዛው ከሆነ ምናልባት ልንረሳው እንችላለን እና ቢያንስ አራት አራት ወይም አምስት ልናደርገው ይገባል ማለት ነው። የኤለፍ ቃሉን ከዛ በላይ የምናደርገው ከሆነ ልንረሳው እንችላለን። እና የይለፍ ቃል እንዳንረሳ እነዚህን መንገዶች ብንጠቀም የተሻለ ይመስለኛል ማለት ነው። አንዳንዴ ደግሞ የይለፍ ቃል እንዲበላሽ የሚያደርጉ ነገራቶችን እነማን ናቸው? ስንል ህፃናቶች ናቸው ህፃናቶች ለምሳሌ የኛን የለፍ ቃል ካወቁት ይገቡና ወይም ስልክ በምንሰጣቸው ሰዓት ምን ያደርጋሉ? ራሳቸው የይለፍ ቃሉን ይቀይሩታል ማለት ነው። ህፃናቶች የዛን ጊዜ እኛ አንወቅም እነሱን የቀየሩብና ከዛ በኋላ እነሱ ደግሞ ህፃን ስለሆኑ ምን ያደርጋሉ ይረሱታል የይለፍ ቃሉን እነሱ ረሱት ማለት ደግሞ እኛ በጭራሽ መክፈት አንችልም። የዛን ጊዜ ለዚህ ችግር መልሰን እንጋለጣለን እና በዛ ምክንያት እነዚህ እነዚህ ነገራቶች አሉ ለማለት ነው። አመሰግናለሁ

በቤትህ ልዩ የሆነ መቀመጫ አለህ? ያው መቀመጫ ስንል የፈለግንበት እንደ ወንበር አይነት ከሆነ የምግብ መብያ አይነት ከሆነ ልዩ የሆነ መቀመጫ የለኝም ቤተሰቦቼ የተለያየ የሆነ መቀመጫ እንቀመጣለን። ምግብ በምንመግብበት ሰዓት በተለይ ይኸው ለአባቴ ብቻ ነው እንጂ የተለየ የሆነ መቀመጫ ያለው እኛ እንኳን የፈለግንበት ቦታ መቀመጥ እንችላለን ማለት ነው። ዶርም ሆነን መብላት እንችላለን እንዲሁም ደግሞ ሳሎን መጥተን መመገብ እንችላለን የፈለግንበት ቦታ መቀመጥ እንችላለን ማለት ነው። እና ልዩ የሆነ መቀመጫ የለኝም። በዚህ ከሄድን ነማለት ነው በሌላ መልኩ ደግሞ በቤተሰብህ ልዩ የሆነ መቀመጫ አለህ ሲባል የተፈለገበት ለምሳሌ እንትን ከሆነ ስፍራ ቦታ አለህ ልዩ የሆነ ቦታ አለህ ማለት ከተፈለገበት አዎ ልዩ የሆነ ቦታ አለኝ። ምክንያቱም እኔ ታላቅ ወንድም ስለሆንኩኝ ታላቅ ወንድም ደግሞ የእናት የአባት የመጀመሪያ ልጃቸውን የበኩር ልጃቸው ስለሆነ ልዩ የሆነ መንገድ ቦታ አለው ማለት ነው። ልዩ የሆነ እንክብካቤ ትኩረት ይሰጠዋልና የመጀመሪያ ልጅ መሆን ጥቅሞ ያ ነው ማለት ነው። እና በቤተሰብ የመጀመሪያ ልጅ መሆን ላንተ ምን ይጠቅማሃል ለእነሱ ምን ይጠቅማችዋል ስንል ያው ስራ ይዞ ቶሎ ተመርቆ ቤተሰቡን የሚጦርበት እንዲሁም ደግሞ እናትና አባቱ ሲሸመግሉ ለእነሱ መከታ ይሆናል ማለት ነው። የመጀመሪያ ልጅ እና እንዲሁም ደግሞ እህቶቹን ትናንሽ እህቶቹን እንዲሁም ደግሞ ትናንሽ ወንድሞቹን ከመጥፎ ነገር ከአደጋ እንዲሁም ደግሞ ከሌባ ከሽፍታ ከመሳሰሉ ነገራቶች ይጠብቃቸዋል ይመከራቸዋል። የተለያየ ነገር እንደውም ደግሞ አንዳንድ እንትን ሲሰጠው ደግሞ ትእዛዝ ሲሰጠው መጀመሪያ ትልቅ ሆኖ የሚሰጠው እና ከባድ የሆነ ሀላፊነት ይሰጠዋል ማለት ነው። ትልቅ ልጅ እና ትልቅ ትልቅ ልጅ ነው የሁሉ ነገር መከታ ይባላል። እና ያ አባትን የሚያኮራ እናትን የሚያስደስት ትልቅ ልጅ ነው ትልቅ ልጅ ማለት። በእናትና በአባት አይን የተለየ የሆነ ቦታ አለው ማለት ነው። እና ለኔ የተለየ የሆነ ቦታ አላቸው በተለይ አባቴ ይኮራብኛል በቃ ይመካብኛል እኔ የሆነ ቦታ ላይ ትደርሳለህ አንተ ጎበዝ ነህ እያለ ሁሌ ያው በራስ መተማመኔን ከፍ ያደርግልኛል። ሁሌ ይመርቀኛል ዱአ ያደርግልኛል የተለያየ ነገር ያደርግልኛል አባቴ በገንዘብ ይረዳኛል እንዲሁም ደግሞ ከሰዎች ደግሞ ምክር ይሰጠኛል ያጋጠመው ነገር ካለ በቤተሰብ እንዲሁም ደግሞ በጓደኛ የተሸወደው ነገር ካለ ያው እኔን ያማክረኛል ማለት ነው። እኔን ይነግረኛል ልትሸወድ ትችላለህ ልትበላ ትችላለህ ስለዚህ መጠንቀቅ አለብህ እያለ የተለያዩ ምክሮችን ይለግሰኛል ማለት ነው። አባቴ እና የአባት ፍቅር ደግሞ ይሰጠኛል። ትልቅ ልጅ ስትሆን ምን አይነት ነገራቶች እንደሚጠብቁህ ወደፊት ልታገባህ ትችላለህ ካገባህ በኋላ ደግሞ ከሚስትህ ምን አይነት የሆነ ነገር እንደምን መጠበቅ እንዳለብህ ምን እንደምታደርግላት ሴቶችን የሚያስቆጣ ነገር እንዲሁም ደግሞ ሰዎችን ልጆችህን ደግሞ ሊያስቆጣቸው የሚችል ነገር በምን በምን አይነት መልኩ ልታሳድግ እንደምትችል ልጆችህን ይሄን ሁሉ ነገር ከጎረቤት ጋር ያለህን መስተጋብር ይሄን ሁሉ ነገር አባቴ ይመክረኛል ማለት ነው ወደፊት ለሆነው ስለምችለው ነገር ማለት ነው እና አባት ትልቅ የሆነ መካሪ ነው መከታ ነው ይባላል ወደ እናት ስንመጣ ደግሞ እናቴ ምን ታደርጋለች? እኔን በምታየኝ ጊዜ የተለየ ፍቅር ትሰጠኛለች ማለት ነው። እንዲሁም ደግሞ ራሴን እንድጠብቅ ከሰው ጋር እንዳልጣላ ሌባ እንዳይዘርፈኝ ከሰው ጋር መጣላት ጥሩ አይደለም ልትጎዳ ትችላለህ። ልጄ ጥሩ አይደለም እንዲሁም ደግሞ በጊዜ አግባ ሚስት ጥሩ ነው። ልጅ ውለድ እኔን አማች አድርገኝ እያለች አያት አድርገኝ ልጅ ወልደህ እያለች ያው ብዙ ጊዜ ታስቀኛለች እንዲሁም ደግሞ ይኸው በእናትና በእናትነት ልጅ በእናትነት ልቧ በእናትነት አንጀቷ የሆነ እኔን ታባባኛለች ማለት ነው። እና እናቴ ለኔ ሁሉ ነገሬ ናት አለሜ ናት ህይወቴ ናት ነፍሴ ናት እናቴ የኔ እናት እወዳታለሁ። እና እሷ ልዩ የሆነ ቦታ አላት በተለይ ለኔ ለታላቅ ልጇ ልዩ የሆነ ቦታ አላት እንዲሁም ደግሞ ከእኔ በታች ላሉ ወንድሞቼ ለእህቶቼ ቦታ አላት ማለት ነው። ግን ሁሌም የበኩር ልጇ ስለሆንኩኝ ለኔ ነው ቦታ ያላት የመጀመሪያ ልጇ የመጀመሪያ አስቸጋሪ ምጧ እኔ ነበርኩኝ እና ያው እኔን አትረሳኝም ማለት ነው። ከእኔ ብዙ ትጠብቃለች ማለት ነው አስቸግሬያታለሁ ስወጣና ይኸው በዛ ምክንያት ነው ያው እኔ ልዩ ቦታ አለኝ ብዬ የማስብ ማለት ነው። የመጀመሪያ ቦታ የመጀመሪያ ልጅ ስንሆን ልዩ የሆነ መቀመጫ ልዩ የሆነ ቦታ አለ ለማለት ነው። ይኸው ለማለት የፈለኩት ይሄን ነበረ እናመሰግናለሁ ያለኝ ሀሳብ ይሄ ነው። ሲቀጥል አንድ ነገር ልጨምርና ትናንሽ ልጆችስ እንዴት ነው? ትናንሽ ወንድሞች ልዩ የሆነ ቦታ የላቸውም ሁለተኛ ሶስተኛ የሚወለድ ልጆች ልዩ የሆነ ቦታ የላቸውም ሲባል አይ አላቸው አንዳንድ ቤተሰብ ላይ እንዲሁም ሁለተኛ ልጅ የሚወደድበት አጋጣሚ አለ እንዲሁም ደግሞ የመጨረሻ ልጅ የሚወደድበት ቦታ የሚሰጥበት አጋጣሚ አለ ለማለት ነው። አመሰግናለሁ

አስተያየት መቀበል ትወዳለህ አዎ መቀበል እወዳለሁ በተለይ ስለ ድርጅቴ ስለ ስራዬ ከሆነ ስለ ሀሳብ ያላቸው ሰዎች ካሉ አስተያየታቸውን እቀበላለሁ ማለት ነው። መጥፎም ቢሆን ጥሩም ቢሆን አስተያየታቸውን የማዳመጥ የሆነ የተከበረ ማንነት አለኝ። ሰውን ስለማከብር እኔም ደግሞ መከበር ስለምፈልግ የሰዎችን አስተያየት እሰማለሁ ማለት ነው። አንዳንዴ የሰዎች አስተያየት እውነት ሊሆን ይችላል አንዳንዴ ደግሞ መጥፎ ሊሆን ይችላል ወይም ደግሞ የተሳሳተ አስተያየት ሊሰጡ ይችላሉ። ግን ምንድነው እኛ መቀበል አለብን መስማት አለብን? ይኸው ለውሳኔ መቸኮል የለብንም ለጥብ መቸኮል የለብንም መረጋጋት አለብን። ምን እንደሚሉ መስማት በደንብ አዳምጠን አመዛዝነን እውነታቸውን ነው ወይስ እውነታቸውን አይደለም የሚለውን ነገር አመዛዝን ነው ከዛ በኋላ ነው። አስተያየት መስጠት ያለብን ነው ማለት ነው። ለምሳሌ አንዳንድ ጊዜ ስራ ላይ የሚገጥመው ብዙ አስተያየቶች አሉ። ለምሳሌ እንትን በምንሆንበት ሰዓት ማናጀር አስተዳዳሪ በምንሆንበት ሰዓት ብዙ አይነት ስራዎችን በምንሰራ ሰዓት በውስጣችን መቼም እንደተለመደው ይኸው የስራ አጋሮች አሉና እንዲሁም ሰራተኞች አሉን እነዛን ሰራተኞች በምን መልኩ ነው የምናስተናግዳቸው? በምን መልኩ ነው ሀሳባቸውን የምንቀበል? ገንዘብ ላይሳ እንዴት ነው ደሞዝ ላይ የሚለውን ነገር ከእነሱ ጋር በመወያየት ሀሳብ እቀበላለሁ ማለት ነው። አንዳንዱ ሰራተኛ ለምሳሌ ደሞዝ ካልሰጠኸኝ ልወጣ እችላለሁ እንዲሁም ልለቅ እችላለሁ እያለ ጨምረህ ካልሰጠኸኝ ደሞዝ የደሞዝ ጭማሪ ካላደረክልኝ ለቅቄ ልሄድ እችላለሁ ይሄን ስራ አልፈልግም እያለ የሚናገር አለ እና መጥፎ የሆነ አስተሳሰብ ያለው አለ። በዲሞክራሲ መንገድ በስርዓት ባለው መንገድ መናገር እየቻለ ግን በመጥፎ ሁኔታ የሚናገር ብዙ ሰው አለ እና እንደዛ አይነቱን በብዛት እኔ እስኪናገር ጠብቀውና ከዛ በኋላ ውሳኔ እወስንበታለሁ ማለት ነው። ወይ አባርረዋለሁ ወይም ደግሞ እቀጣዋለሁ ማለት ነው። አይቀጤ የሆነውን ቅጣት እና እንደዛ አደርጋለሁ እና በየጊዜው አንዳንድ ደግሞ ጥሩ የሆነ አስተያየት ይገጥመኛል። ለምሳሌ ከደንበኞቼ ጋር ትስስር ከሌለኝ ወይም ደግሞ ደንበኞቼን የሚቀንሱ ስራዎች እየሰራሁ ከሆነ መጥፎ የሆነ ምርት ለደንበኛ እያመጣሁ ከሆነ ፌክ የሆነ የተሳሳተ የሆነ ምርት ለደንበኞች እያመጣው ከሆነ እና ያው በህግ በህግ በህግ የሚያስቀጣኝ ከሆነ በህሊናም ደግሞ የሚያስወቅሰኝ ነገር ከሆነ የስራ ባልደረባዬ መጥቶ ወይም ደግሞ ሰራተኞቼ መጥተው ቢወቅሱኝ ወይም ደግሞ የሆነ ነገር ቢሉኝ ልክ አይደለህም ቢሉኝ እቀበላቸዋለሁ። እና የምቀበልበትና የማልቀበልበት ሁኔታ አለ። ይኸው እንደዚህ አይነቱን እቀበልበታለሁ ምክንያቱም የኔ መስታወት ስለሆኑ ማለት ነው። የሰው ልጅ ለሰው ልጅ ምንድነው መስታወቱ ነው ይባላል እና ጥሩ ወንድም ደግሞ ለወንድም መስታወቱ ነው ይባላል ጥሩ ጓደኛ ለጓደኛ መስታወቱ ነው ይባላል። እኔ ላይ እኔ ላይ ለምሳሌ መጥፎ ነገር ሊኖርብኝ ይችላል ሚነግረኝ ማነው ጓደኛዬ ነው ማለት ነው። እንዲሁም ደግሞ ሌላ ቅርብ የሆነ እናቴም አባቴ እህቴም ዘመዶቼም ቅርብ የሆኑ ለኔ ቅርብ የሆኑ ቤተሰቦቼ ያን የሚያስጠላ ነገር ያዩትን ነገር ሊነግሩኝ ይችላሉ እና እንደዛ ስለሆነ ብቻ ዞሮ ዞሮ አዎንታዊም ይሁን አሉታዊ አስተያየት እቀበላለሁ። ሁሉንም አስተያየት እቀበልና የምወስነው ግን ያው ከንግግሩ በኋላ ነው። ከአስተያየቱ በኋላ ትንሽ ከተረጋጋው በኋላ ከአምስት ደቂቃ በኋላ ሊሆን ይችላል ወይም ደግሞ በደንብ ቆይቼ ሊሆን ይችላል ውሳኔ እወስናለሁ ማለት ነው። እውነቱን ነው ወይስ አይደለም የሚለውን ነገር በደንብ አመዛዝኜ ካጠናሁ በኋላ ክፍተቱን ካየሁ በኋላ ችግሩን ከተረዳሁ በኋላ ውሳኔ የምወስን ይሆናል ማለት ነው እና እንደዛ ነው የማደርገው አብዛኛውን ጊዜ ለማለት ነው። አስተያየት የማይቀበሉ ሰዎች ምን አይነት ሰዎች ናቸው ካልነ? በራስን የሚኮሩ በራስ የሚተማመኑ ሳይሆን ኩራቻ ያለባቸው ማለት ነው። መጥፎ የሆነ አስተሳሰብ ያለባቸው ማን ይበልጠኛል ብለው የሚያስቡ አይነት ሰዎች ናቸው። አስተያየት በሚሰጣቸው ሰዓት ለምሳሌ ሰውን የሚጨኩቁኑ ከሆነ ሰራተኛን የሚጨቁኑ ከሆነ ለነጋዴ ደግሞ መጥፎ የሆነን ምርት ከሆነ የያው አስተያየት በሚሰጣቸው ሰዓት አሉታዊ የሆነ አስተያየት በሚሰጣቸው ሰዓት ምን ይላሉ? ይኮራሉ ማለት ነው። እንዲሁም ሊያባርሩን ሁላ ይችላሉ ሰራተኛ ያበራሉ እንዲሁም ደግሞ ሊበሳጩ አልሰማህም ወደዛ ሂድልኝ ላያስጨርሱ ላያስጨርሱን ነው ሁላ ይችላል እና ምን አገባህ የሚባልም ነገር ይኖራል። ደሞዝህን ከከፈልኩ አንተ ምን አገባህ አይነት ነገር የሚናገሩ አይነት አለቆች አሉ። እና እንደዚህ አይነት አለቆችን አይደለም የተፈለገበት እነዛ በጣም መጥፎ ናቸው። ግን ጥሩ የሆኑ አስተያየት የሚሰጡ ብዙ ሰዎች እንዳሉ እኔ አውቃለሁ ብዙዎችን አውቃለሁ። ማድረግ አለብን ማለት ነው ሁላችንም ከጥሩዎች ለመሆን መጣር አለብን እንጂ ከመጥፎ አስተያየት ሰጪዎች መሆን የለብንም። አስተያየት ተቀባዮች መሆን የለብንም ብዬ እናገኛለሁ

ወደ ስራ እንዴት? ትሄዳለህ ወደ ስራ በብዛት አብዛኛውን ጊዜ የምሄድበት በመኪና ሊሆን ይችላል አብዛኛውን በባ ባስን እየተጠቀምኩ ነው ወደ ስራ የምሄድ ማለት ነው። ባስን የምጠቀምበት ሁኔታ ምንድነው? ያው ብር በለለኝ ሰዓት እንዲሁም ደግሞ በጧት ታክሲ ስለማይገኝ ባስን በመጠቀም ወደፈለኩበት ቦታ እሄዳለሁ ማለት ነው ባስን ተጠቅሜ መዝናናት እችላለሁ። እንዲሁም ደግሞ ወደ ስራዬ በአግባቡ በሰአቱ መድረስ እችላለሁ ማለት ነው። የባስ ጥቅም እና መጥፎ የሆኑ ጎኖች አሉት። የባስ ጥቅሞች ምንድን ናቸው? ስንል ይሄው ብርን ይቆጥባል እንዲሁም ደግሞ ጠዋት እናገኘዋለን በጠዋቱ ይመጣል ማለት ነው። የመንግስት ስለሆነ በጠዋቱ መጥቶ ወደ ፈለግንበት ቦታ ይወስደናል ማለት ነው። ጥቅሞቹ እነዚህ እነዚህ ናቸው። ገንዘባችንን ያው ለመቆጣጠር ይመቸናል ለመቆጠብ ይመቸናል ማለት ነው። ጉዳቱሳ ብለን በምንጠይቅ ሰዓት በጣም ፈጣን አይደለም። እንዲሁም ደግሞ ብዙ እንትና ብዙ የሆኑ በሽታዎችን ያስተናግዳል። ለምሳሌ ኮቪድ ናይንቲን ብንል ኮቪድ ናይንቲን ባስ ውስጥ ነው። ያለና በዛ ምክንያት ባስ መጠቀም ተከልክሎ ነበር። ምክንያቱም ሰው ስለሚበዛ ባስ ያሉ ሰዎች ምን ያደርጉናል? በሽታቸውን ሊያስተላልፉብን ይችላል ማለት ነው። በሽታ ከአንዱ ወደ አንዱ በትንፋሽ ሊተላለፍ ይችላል። እንዲሁም ደግሞ ምንድነው? ሌላው ነገር ያው ስልካችን ሌባ ሊሰርቆ ይችላል። በባስ በምንሄድበት ሰዓት እና ያ እንደሆነ ምንድነው? ማድረግ ያለብን መጠንቀቅ ነው ያለብን ነው። ሁሉን ነገር በታክሲ ብንሄድ የተሻለ ነው። ገንዘብ ብናወጣም ገንዘብ ብናፈስም በታክሲ ብንሄድ በሰአቱ ለመድረስ መንገድም ደግሞ አይዘጋጋም። እንዲሁም ደግሞ ያው በፈለግንበት ሰዓት ደርሰን የፈለግነውን ስራ ለመስራት ያስመቸናል ማለት ነው። ስለዚህ ወደ ስራ ስሄድ እኔ አብዛኛውን ጊዜ ባስ እጠቀማለሁ። ግን ደግሞ አንዳንዴ ደግሞ ያው በሚዘጋገብት ሰዓት እንደዚህ አይነት በሽታዎች በሚመጡ ሰዓት። እንዲሁም ደግሞ ደህና እቃ አዳዲስ እቃ በሚይዝበት ሰዓት ሌባ ስለምፈራ በሽታ ስለምፈራ በምን ልሄድ እችላለሁ በታክሲ ልሄድ እችላለሁ ማለት ነው። እና ታክሲ ደግሞ ያው ፈጣን ናት ብዙ ሰው አይዝም መጨናነቅ የለም። ጥሩ አየር ነው የምንስበው እንደፈለግን ጸጥታም ደግሞ አለ። ቀስ ብለን መጓዝ በፍጥነት መጓዝ እንችላለን ማለት ነው። ታክሲ ውስጥ በምንሆንበት ሰዓት እና ከባስ ይልቅ እንደውም ታክሲ ነው የሚሻል ብዬ አስባለሁ ማለት ነው። በታክሲ የሚሄዱ ወንዶች ናቸው ሴቶች ናቸው ብለን በምንጠይቅ ሰዓት በብዛት ሴቶች በታክሲ ይሄዳሉ። ምክንያቱም ያው ስለሚፈሩ ስለሚደነግጡ ሌባ ስለሚፈሩ እንዲሁም ደግሞ ሰውነታቸው ሲጨፋለቅ ከወንድ ጋር ሊሆን ይችላል። ከተለያየ ግለሰብ ጋር ስለሚጨፋለቅ ያው የሚደብቁት የሆነ የሰውነት አካላቸው ስለሚነካካ በዛ ምክንያት ምንን ማድረግ መረጡ? በታክሲ መሄድን መረጡ ማለት ነው። በባስ መሄድ ያው እንደዚህ አይነት ችግሮች ስለሚያስከትልባቸው ማለት ነው። እና ሽማግሌዎች እሳ በምንድነው? የሚሄዱ በባስ ነው ወይስ በታክሲ ነው? ስንል ሽማግሌዎች አብዛኛው እንደ ያሳዝናል የሚሄዱበት መንገድ ምንድነው በባስ ነው የሚሄዱት ሽማግሌዎች ማለት ነው። በባስ ያደርጉና ያው የፈለጉበት ቦታ ላይ ይሄዳሉ ይደርሳሉ ያ መሆን የለበትም። በባስም ከመጡ እኛ ምንድነው? ማድረግ ያለብና ያው እንዲቀመጡ ማመቻቸት አለብን። ቦታ በመነሳት ያው ከእኛ ቦታ ልናስቀምጣቸው ይገባል ማለት ነው። እና ሽማግሌዎችን በዚህ መልኩ እንከባከባቸዋለን ብዬ አስባለሁ ማለት ነው። ያ የሆነበት ሽማግሌዎች ለምን? በባስ ይሄዳሉ ስንል ወደ ስራ ሲሄዱ በባስ ይሄዳሉ ለምንድነው? በባስ የሚሄዱ ካልን ገንዘብ ስለሌላቸው እየሸመገሉ ሲመጡ የገንዘቡ ሁኔታ እየደከመ ምንጩ እየደከመ ይመጣል ማለት ነው። ልጆች ያስጠላ ልጆች ለእነሱ ለመላክ ለመርዳት አንዳንድ አላህ ያዘንለት ብቻ ሲቀር እናትና አባቱን አይረዳም ማለት ነው። እና እንደዛ እንዳይሆን እንደዛ ስለሚሆን በዛ ምክንያት በባስ ይሄዳሉ ማለት ነው። ገንዘብ ለመቆጠብ እናቶቻችን አባቶቻችን እንደዛ ናቸው ምስኪን ናቸው። እንዲሁም በየት ቢሄድ ይሻላል በምንድነው? ቢሄዱ የሚሻለው በታክሲ ቢሄዱ ነው የሚሻለው። በታክሲ ሲሄዱ ያው መጨናነቅ የለም መገፋፋት የለም። ቦታ ደግሞ እንደ ልባችሁ ያገኛሉ በፈለጉበት ሰዓት በፈለጉበት ጊዜ ይደርሳሉ ማለት ነው። እንደዚህ መቆየት የለም። ወደኋላ ማለት የለም እና እንደዛ ስለሆነ ያው በታክሲ ቢሄዱ የተሻለ ነው ማለት ነው። ህፃናትን እሳ ስመልክቶ ህፃናት ወደ ስራ አይሄዱም ወደ ትምህርት ቤት ነው። እንጂ ወደ ስራ አይሄዱም። ወደ ትምህርት ቤት ቢሄዱ ኖሮ ያው ወደ ወደ ስራ ቢሄዱ ኖሮ በምንድነው? የሚሄዱ በታክሲ መሆን አለበት ማለት ነው። ወደ ትምህርት ቤት ነው የሚሄዱ ወደ ትምህርት ቤት ለመሄድም ህፃናት ምን ያደርጋሉ? በታክሲ ነው የምንጠቀም ማለት ነው። እኛ ራሳችን ይዘናቸው ታክሲ ይዘን ነው መሄድ ያለብን እንጂ ባስ ውስጥ ወይም ደግሞ ሌላ ቦታ ውስጥ እናስገባለን እናስገባቸዋለን ብንል ሊጎዱብን ይችላሉ ለማለት ነው። እና እኔ እንኳን ያው በመኪና በባስ ነው የሚሄደው ወደ ስራ አመሰግናለሁ

በምንጣፍ ላይ ትቀመጣለህ አዎ በምንጣፍ ላይ እቀመጣለሁ አብዛኛውን ጊዜ ወንበር በማይኖርበት ሰዓት ምንጣፍ ላይ መቀመጥ እወዳለሁ ማለት ነው። ሲቀጥል ደግሞ አንዳንዴ ለምሳሌ ምንጣፍ ላይ የሚመች ከሆነ ወንበሩ የሚያስጠላ ከሆነ ምን አደርጋለሁ ወንበሩን በመተው ምንጣፍ ላይ እቀመጣለሁ ማለት ነው። ምንጣፍ ላይ እምቀመጠው በብዛት ያው ጀርባዬን ሲያመኝ እንዲሁም ደግሞ ያው መቀመጫዬን ሲያመኝ የት ላይ እቀመጣለሁ ምንጣፍ ላይ ተደላድዬ እቀመጣለሁ ማለት ነው። አብዛኛው ምግብ በምንበላ ሰዓት ምግብ የሚቀርበው ምጣፍ ላይ ስለሆነ ያው ተሰብስበን ቦታ ላይ እንዲበቃን በማለት ምንጣፍ ላይ እንቀመጣለን የተለያዩ ነገራቶችን እናደርጋለን ማለት ነው። አብዛኛው ጊዜ ልንበላ ስንል ነው ምንጣፍ ላይ እምንቀመጠው በብዛት ማዕድ ላይ ሰርግ ላይ ሲሆን እንደሁም ደግሞ ልደት ላይ ሲሆን የተለያየ ድግስ ላይ ሲሆን የተለያየ ቦታ ላይ ሲሆን ምግብ የሚቀርበው ምንጣፍ ላይ ነውና ምንጣፍ ላይ ወይም ደግሞ መጀሊስ ላይ ተቀመጠን ነው ምግብ የምንበላው። እንደዚያ የምናደርገው ቦታ ስለማይበቃ ቀለበት ሰርተን ስለምንበላ ምግባችንን ሁላችንም እንድንደርስ ሲባል ያው ምንጣፍ ላይ እንቀመጣለን ማለት ነው። እና ምንጣፍ ላይ መቀመጥ በጣም አሪፍ ነው ግዴታ ሁል ጊዜ ወንበር ላይ ወይም ደግሞ ሶፋ ላይ መቀመጥ የለብንም አንዳንዴ ምንጣፍ ላይ ብንቀመጥ መጅሊስ ላይ ብንቀመጥ ብዬ እመክራለሁ ማለት ነው። ምንጣፍ ላይ መቀመጥ አንዳንድ ሰዎች እንደ እሚያስጠላ ነገር እንደ ፋራ ነገር እሚያዩት አለ እና። እንደዛ መሆን የለበትም ማንኛውም ሰው ምንጣፍ ላይ ይቀመጣል። እንዲያም ኮራተኛ ያልሆነ ሰው በብዛት ምንጣፍ ላይ ነው የሚቀመጥ ሰው ቤት ሄዶ የት ላይ ነው እሚቀመጥ ምንጣፍ ላይ ነው እሚቀመጥ ኩራት ያለበት እሳ ሀፍታም ነኝ ብሎ የሚያስብ ሰው። ከሰው ቤት ሲሄድ ወንበር ላይ ነው እሚቀመጥ ማለት ነው እንደዛ መሆን የለበትም። ኮራት ሊኖር አይገባም ማለት ነው። ምንጣፍ ላይም ተቀመጥን ወንበር ላይም ተቀመጥን እኛ የሰው ልጆች ነን የሚለየን ነገር የለም ማለት ነው። ከክብራችን የሚቀንስ ወይም ደግሞ የሚጨምር ነገር ስለሌለ ምንጣፍ ላይ መቀመጥ ችግር የለውም። ሰርግ ላይ አየተን ከሆነ በብዛት ቀለበት ቀለበት እየሰሩ ብዙ አይነት የምግብ አይነት የሚቀርበው ምንጣፍ ላይ ከሆነ ነው እንዲሁም አብረን መብላት ስንፈልግ ከሰዎች ጋር ምንጣፍ ላይ በመሆን ነው የምንመገበው የኛ ባህላችን ነው ማለት ነው። ኢትዮጵያ ውስጥ በተለይ እንደ ባህል እየተያዘ ያለ ነገር ምንጣፍ ላይ መቀመጥ ነው ምንጣፍ ላይ መቀመጥ እንደ ባህል እንደ ትልቅ ባህል ተይዟል። ያም ደግሞ የሆነበት ያው አንድ ላይ ስለምንበላ እኛ ኢትዮጵያ ስንባል ያው አንድ ላይ መብላት እንዲሁም ደግሞ የተለያዩ ነገራቶችን አንድ ላይ ስለምናደርግ ያው እኛን ይገልጸናል ማለት ነው ምንጣፍ ላይ ተቀምጠን አንድ ላይ መብላታችን ማንነታችን ይገልጸዋል ብዬ አስባለሁ ማለት ነው። እና ከእንደዚህ አይነት ሰዎች ከእንደዚህ አይነት ማህበረሰቦች ማህበረሰቦችን መመደብ ከፈለጋችሁ ምንድነው ማድረግ ያለባችሁ? የኛን ባህል መከተል ያለባችሁ ማለት ነው የኢትዮጵያን ባህል መከተል ያዋጣል። ደስ የሚል ባህል ነው ያለ የመፈቃቀር የመቻቻል የሆነ አንዱ ለአንዱ የመተዛዘን አይነት ባህል ነው ያለና። በዛ ምክንያት ያው ራሳችን ዝቅ አድርገን እንግዳ ስንሆን ራሳችንን ዝቅ እናደርጋለን ማለት ነው ያን የምናደርገው ደግሞ ምንጣፍ ላይ ተቀመጡ ስንባል ምንጣፍል ላይ በመቀመጥ ነው አለመኩራት ነው እና ያው እንደ ትልቅ ነገር አድርገን አንየው ለማለት ነው። ምንጣፍ ደግሞ ከምን ከምን ይሰራል ካልን ከተለያዩ ጨርቃ ጨርቆች ይሰራል አንዳንድ ምንጣፍ አንዳንድ ምንጣፍ በጣም ወፍራም ነው አንዳንድ ደግሞ በጣም ላስቲክ የሆነ ምንጣፍ አለ እና ምንጣፎች ይለያያሉ ለማለት ነው ምቾት የሚሰጡና የማይሰጡ ምንጣፎች አሉ። ከወንበር በላይ የሆኑ ራሱ ምንጣፎች አሉ ለምሳሌ የመስጊድ ምንጣፎችን በምናይ ሰዓት ደስ የሚል የሆነ መቀመጫ ነው ያላቸው ደስ የሚል የሆነ ጊዜን ነው የምናሳልፈው ከዛ በመቀመጥ እና የአንዳንድ ትላልቅ መስጊዶች ትላልቅ የሆነ ምንጣፋ አላችሁ እንደ ስፖንጅ የሚመስል ከሶፋ ወንበር የበለጠ የሆነ የሚያምር የሆነ ምንጣፍ አላቸው እና ያው ራሳችንን ዝቅ ማድረግ ያመላክታል ማለት ነው። ሁል ጊዜ ለጌታችን ራሳችንን ዝቅ አድርገን ስንሰግድ ግንባራችን መሬት ላይ ማድረግ አለብን ያ እራሳችን ይወስነናል መከባበር እንዳለብን ትልቁን ክብር ለአላህ ነው የምንሰጠው ሲቀጥል ደግሞ መከባበር ዝቅ አለብን ማለት ያው ሀያም ሃያ ሊኖር አለበት ሰው ማክበር አለብን እና ማለት ነው እንጂ አንገታችንን ለፍጡር ዝቅ ማድረግ አለብን እያልኩ አይደለም እና እንደዛ ነው የኔ አስተሳሰብ ማለት ነው። ምንጣፍም ሆነ ሶፋ ሆነ መቀመጥ ችግር የለውም። ለማለት ነው ከተገኘው መቀመጥ ያው ችግር የለውም ከምንጣፍ ላይም ተቀመጥን ከሶፋም ላይም ተቀመጥን አንድ አይነት ነው ማለት ነው ውጤቱ ምንም ችግር የለውም ማለት ነው። አንዳንድ ደሃ ቤቶች ሶፋ የሌላቸው ይኖራሉ። ሶፋ የሌላቸው ስለሚኖሩ ያው ምንጣፍ ላይ እንደንቀመጥ ያደርጉናል እንግዳ ሆነን በምንነድበት ሰዓት ማለት ነው እንዲሁም ከገዛ ቤታችን ምንጣፍ ላይ ሶፋ ላይኖር ይችላል ምንጣፍ ላይ ምንጣፍ ብቻ ይኖረናል እና ያው አዲስ ነገር የለም ለማለት ነው። አመሰግናለሁ

ስጦታ መስጠት ትወዳለህ? ስጦታ መስጠት በጣም ነው የምወደው በተለይ የፋሚሊ አንዱ አካል ከሆኑ ስጦታ እሰጣቸዋለሁ ለምሳሌ አባቴ እናቴ ወንድሜ እህቴ አክስቴ አጎቴ ለነሱ ስጦታ መስጠት በጣም ነው የምወደው። አንዳንዴ ሰርፕራይዝ አደርጋችኋለሁ የሆነ ለምሳሌ ደስ የሚላቸው ቀን ካለ በዛ ቀን እኔ ሰርፕራይዝ አደርጋችኋለሁ የፈለጉትን ነገር አደርግላቸዋለሁ ማለት ነው። ለትንሿ እህቴ ስጦታ መስጠት እፈልጋለሁ። ለምሳሌ አስራ ሁለተኛ ክፍል በምትደርስበት ሰዓት ግሬዷ ከፍ እያለ በሚመጣበት ሰዓት ይኸው ስልክ ልሰጣት እፈልጋለሁ የዛን ጊዜ መማሪያ ሆናታል። ደግሞ ለህፃን ልጅ ይኸው ስልክ ስለሚፈልጉ እንደ ትልቆሽ መሆን ስለሚፈልጉ ያደጉ እለታ ያው ጊዜያቸው ሲደርስ ለመጀመሪያ ጊዜ ስልክ የሚሰጣቸው ሰው ያው አይረሳቸውምና ይወዱታል ደስ ይላቸዋል ደግሞ ስልክ በሚሰጡበት ሰዓት እና እኔ ስጦታ ለእህቴ ስልክ ለመስጠት ወስኜዋለሁ እፈልጋለሁ ለወንድሜም ደግሞ እንደዚው ስልክ ልሰጠው እፈልጋለሁ እንደው የኔን ስልክ እየነካካ በጣም ስላስቸገረኝ ለወንድሜ ስልክ ሰጥቼ ያው ለመገላገል እፈልጋለሁ እስቲ እንዴት ደስ እንደሚለው የኔን ስልክ እንዴት እንደሚጸየፈው ማየት እፈልጋለሁ። የእሱን ስልክ ከያዘ ቦኋላ እና ስጦታ ያው በዚህ መልኩ ለወንድም እና ለእህቶቼ ልሰጣቸው እፈልጋለሁ። ለእናትና ለአባቴ ስጦታ ያሰብኩት ምንድነው በተለይ ለአባቴ መኪና ሊገዛለት እፈልጋለሁ መኪና ገዝቼ ሀሪፍ የምላትን መኪና ገዝቼ የሚወዳትን ቶዮታ አይነት መኪና ነው የሚወድ እሷን ገዝቼ ልሰጠው እፈልጋለሁ ማለት ነው። እንዲሁም ደግሞ ለእናቴ የውድ ሰጣት ያሰብኩኝ ቤት ነው። ቤት ገዝቼ ልሰጣት እፈልጋለሁ ለእናቴ እንዲሁም ትልቅ ተለቅ ያለ ቤት የሚያምር ቤት ግራውንድ ፕላስ የሆነ ቤት ብሰጣት ደስ ይለኛል። ስጦታ ማለት ነው ለእናቴ እና ስጦታ ትልቅም አለው ትንሽም አለው ትልቅ የሚባሉት አሁን የጠራኋቸው አይነት ስጦታዎች ናቸው። ለእናትና ለአባት ሲጀመር ሲያንስ ነው መኪና ለአባቴ ሲያንስ ነው ለእናቴ ደግሞ ቤት ሲያንስ ነው ከዚህም በላይ ይገባቸዋል። ምክንያቱም እኔን ስላሳደጉኝ አልቅሰው አዝነው ስታመም ታመው ስስቅ ስቀው እንዲሁም ደግሞ ስደሰስ ተደስተው አብረውኝ የነበሩ እናትና አባቶቼ የኔን ስሜት የሚጋሩ የሆኑ እናትና አባቶቼ ናቸው። እና ይሄም ሲያንሳቸው ነው ለማለት ነው ትልቅና ትንሽ ስጦታ አለ ሲባል አዎ ትልቅ ስጦታ አለ ለምሳሌ ቤት መሬት መግዛት መኪና መግዛት እንዲሁም ደግሞ የተለያዩ ትላልቅ የሚባሉ እቃዎችን የስራ ቦታዎችን መግዛት ይሄ ይሄ ምንድነው ያው ትልቅ የሚባል ስጦታ ነው ማለት ነው። ትንሽ የሚባል ስጦታ ደግሞ ለምሳሌ ሰዓት ሰዓት ለአንድ ጓደኛህ ሰዓት ብትሰጠው እንዲሁም ደግሞ ቲሸርት ልብስ ነገር ብትሰጠው ኮፍያ ብትሰጠው እንዲሁም ደግሞ አንዳንዴ ያው ቀለል ያሉ ነገራቶችን እንደ ኤርፎን አይነት እንደ ኤርፓድ አይነት ነገር ብትሰጠው ይሄ ቀላል ስጦታ ይባላል ማለት ነው። ስጦታዎች የበለጠ የሚያምሩ መቼ መቼ ነው ስንል የበአል ሰሞን የበአል ሰዓት ስጦታ ስጦታዎች ያምራሉ የበአል ሰዓት የሚሰጡ ስጦታዎች በጣም እጥፍና ድርብ የሆነ ደስታን ይሰጣሉ ማለት ነው። አንድ በበዓል ምክንያት በዓል በመሆኑ አንድ ሰው ይደሳል እንዲሁም ደግሞ ስጦታ በሚሰጠው ሰዓት ደግሞ ሁለተኛ ይደሳል ማለት ነው እና ደስታ እጥፍ ድርብ የሚሆንበት ሰዓት አለ እንዲሁም ደግሞ የልደት ስጦታ የሚባል አለ አንድ ሰው እድሜው ከደረሰ በተወለደበት ሰዓት ልደቱን በሚያከብርበት ሰዓት የዛን ጊዜ ስጦታ ብትሰጠው እጥፍ ድርብ ይሆናል ማለት ነው። ደስታው እንዲሁም ደግሞ በሚመረቅበት ሰዓት አንድ ሰው በሚመረቅበት ሰዓት ለምሳሌ ዩኒቨርሲቲ ጨርሶ በሚመረቅበት ሰዓት ጊዜ አንድ የምርቃት የሆነ ደስታ አለ። ሁለተኛ ሲቀጥል ደግሞ አንተ የምትሰጠው ስጦታ በሁለተኛ ደረጃ ይደሰታልና ሁለት ደስታዎችን ያው ደራርበህ ትሰጠዋለህ። ድርብ የሆነ ደስታ ስለሚሆንለት ደስተኛ ይሆናል ማለት ነው። እና በእንደዚህ አይነት ጊዜያቶች ቀን እየመረጥን ብንሰጥ ደስታ ልንጨምር እንችላለን ማለት ነው እና ቀን ይወስነዋል እንዲሁም ደግሞ የስጦታውም አይነት ይወስነዋል። ለምሳሌ ቀላል የሚባል ስጦታ ከሆነ አንዳንድ ጊዜ ምን ያደርጋሉ ቆብ ወይም ደግሞ ባርኔጣ አይነት ነገር የሆነ ዝም ብሎ ቀለል ያሉ ቲሸርት ምናምን ነገር ይሰጣሉ ስጦታ እና ያ መሆን የለበትም ከሰጠነ ሀሪፍ ስጦታ መሆን አለበት ለምሳሌ ስልክ ስልክ ብንሰጥ ሀሪፍ የሆነ ስልክ ሳምሰንግ አልትራ አይነት ስልክ ብንሰጥ አሁን አዳዲስ የሚመጡ ኤሌክትሮኒክሶችን እየገዛን ብንሰጥ የሚመኛቸውን ያ ትልቅ የሆነ ደስታ ትልቅ የሆነ ስጦታ ይባላል ማለት ነው ትናንሽ ስጦታ ትናንሽ ስጦታ የምንላቸው ያው ዝም ብሎ እንደ ካልሲ አይነት እንደ ቀለበት አይነት ዝም ብሎ እንደ ሀብል አይነት እንደ ቆብ እንደ መነፀር አይነት ነገራቶች ያው ቀላል ስጦታዎች ይሰጣሉ። እና ብቻ ስጦታ ትልቅም ሆነ ትንሽ እንደ ሰው ይወሰናል እና ያው ማለት ስጦታ ትልቅ ነገር ነው ዙሮ ዙሮ አመሰግናለሁ።

ቅመማ ቅመም የበዛበት ምግብ ትወዳለህ እንዴታ በጣም ነው የምወድ። ቅመማ ቅመም ለምሳሌ ሽሮ ሽሮ የተለያየ የሆነ ቅመማ ቅመም አለው ቁንዶ በርበሬ አለው ኮሮሪማ አለው እንዲሁም ደግሞ የተለያዩ የሆኑ እሾች አሉ ብዙ የሚያምር የሆኑ የተለያዩ ቅመማ ቅመሞችን በውስጡ አካቶ ይይዛልና። ሽሮ የተለየ ጥፍ ጥፍጥና ነው ያለው የተለየ የሆነ ጣዕም ነው ያለው የተለየ የሆነ ሽታ ነው ያለው እና የተለያዩ ቅመማ ቅመሞችን በአንድ የያዘ ምግብ በጣም ነው ደስ የሚለኝ ማለት ነው። ለምሳሌ ሽሮ ብቻ ሳይሆን እንጀራ ራሱ ብንመለከት ብዙ ቅመማ ቅመሞች አሉት። ከአንድ ብቻ አይደለም ቅመማ ቅመም ማለት ነው የተለያየ ቅመማ ቅመም አለው ያ ቅመማ ቅመም የሆነ ሰውነት ይጠቅማል ጥፍጥና የሚባለውን ነገር ለምላሳችን ይሰጠናልና። ምሳ ቁርስ ስንበላ በተደጋጋሚ ቅመማ ቅመም የበዛበትን ምግብ ነው የምበለው። እኔ እበላለሁ እንዲሁም ደግሞ ቤተሰቦቼም ደግሞ በብዛት ያው ከገበያ ሄደው የሚገዙት የሚያምጡት የተለያየ የሆነ ቅመማ ቅመም አለ። እና እናቴ ስትሰራው በተለያየ የሆነ ቅመማ ቅመም ብዙ በሆነ ቅመማ ቅመም ነው የምትሰራው ወጡን ማለት ነው። እና ጣፋጭ ነው በቃ እኔ ስበላ የእናቴ ምግብ ይለይብኛል ሁሌ በአንድ ቅመማ ቅመም ሳይሆን በብዙ ቅመማ ቅሞች ስለምትቀመመው ምግቡን እና በጣም በደስታ ነው በቃ የምመገበው። እንዲሁም አባቴ ደግሞ ቅመማ ቅመም የበዛበት ምግብ ብቻ ነው የሚመገብ እሱ ራሱ ይሰራል አባቴ ማለት ነው። ሽሮ ሲሰራ ብዙ ቅመማ ቅመሞችን ሽሮ ውስጥ ያስገባል እንዲሁም ደግሞ ጨው ሲያቁላላ እይታችሁ ጨው ሲያቁላላ ደግሞ በጨው ውስጥ ምን ያደርጋል? ብዙ አይነት ቅመማ አቅሞች የበዛበት መጀመሪያ በርበሬውን በተለያየ የሆነ ቅመማ ቅመም ያደርገውና ወፍጮ ቤቱ ወስዶ እንዲፈጭ ያደርገዋል ማለት ነው። ከዛ በኋላ ያ በርበሬ በጣም ሀሪፍ የሆነ ቃና ሀሪፍ የሆነ ጣዕም ደስ የሚል የሆነ ሽታ ያመጣልና። ቅመማ ቅመም ደስ ይለኛል ብዙ ቅመማ ቅመም የተዋሀደበት ማለት ነው። እንዲሁም ደግሞ ወደ ምግብ ስንመጣ ምግብ ራሱ ብዙ አይነት ምግብ ቅመማ ቅመም የበዛበት ምግብ እንደ አትክልቶች ላይ በተለይ ብዙ አይነት አትክልት የበዛበት የተለያየ የሆነ አትክልት የበዛበት ምግብ በጣም ደስ ይለኛል። እንደውም ደግሞ የሚጠጣ የሚጠጣ ስንመጣ ደግሞ ከብዙ አይነት ነገራቶች የተፈጨ የተሰራ ከብዙ አይነት ነገራቶች ከብዙ አይነት ቅማማ ቅመማቶች የተፈጨ አይነት መጠጥ ደግሞ ደስ ይለኛል ማለት ነው። በምግብም በመጠጥም ደስ ይለኛል አንዳንድ ሰዎች ብዙ አይነት ቀማማ ቀማሞች ያለበት ምግብ አይመቻቸውም። ይይዛቸዋል እንዲሁም ደግሞ ሌላ በሽታ ያመጣባቸዋል ማለት ነው እና ጨጓራቸውን ሊያማቸው ይችላል። እንደዚህ አይነት ሰዎች በብዛት ሽሮ አይወዱም እንዲሁም ደግሞ የተለያየ የሆነ በርበሬ በቅመማ ቅመም የበዛበት በርበሬ አይመገቡም። እንዲሁም ደግሞ በቃ አንዳንድ ነገራቶች ቅመማ ቅመምን ያዘሉ ምግቦችን አይመገቡም። እና እነዚህ ሰዎች ትንሽ ስለሚያማቸው ማለት ነው የማያማቸው ከሆኑ ግን ጤነኛ የሆነ ሰው ማንኛውም ሰው ግን ማለት ነው ቅመማ ቅመም የበዛበት ምግብ ይመቸዋል ይመገባልም። እንዲሁም ደግሞ ለቤተሰቡም ለእናትና ለአባቱም ለወንድሙም ለአክስቱም ለእህቱም ይመከራል ገዝቶ ይመጣል ማለት ነው። እና ምን አለ እኔ ራሱ ቢኖረኝና ቅመማ ቅመም የበዛበት ምግብ ሁል ጊዜ ብገዛ ብዬ እመኛለሁ። ሁሌ በቃ እየበላሁ እንድኖር ማለት ነው እንደዚህ ቅመማ ቅመም ያለው ምግብ። ቅመማ ቅመም የት ነው የምናገኝ ካልነህ? ከባልትና ባልትና በመሄድ የተለያዩ የሆኑ ቅመማ ቅመሞችን በተለያዩ ዋጋ እንግዛለን ለምሳሌ ኮረሪማ ሊሆን ይችላል ቁንዶ በርበሬ ሊሆን ይችላል እንዲሁም ደግሞ ማሽላ ሊሆን ይችላል ስንዴ ሊሆን ይችላል። አብሽ እንደዚህ የመሳሰሉ ጨው ጥረጨው አይነት እነዚህ ቅመማ ቅመሞችን በመግዛት ከዛ ከምንፈልገው አካል ላይ ለምሳሌ በርበሬ ላይ ሊሆን ይችላል። ሽሮ መስራት ፈልገን ሊሆን ይችላል እና ከሽሮ እንወስድና በርበሬውን እንከትበታለን ማለት ነው ያን ቅመማ ቅመሙን ደግሞ በላይ እንጨምርበታለን ከተፈጨ በኋላ ምን ይሰጠናል ሀሪፍ የሆነ ቅመማ ቅመም የተዋህደ የሆነ ቅመማ ቅመም ይሰጠናል ማለት ነው። ያን በ እንትን በማድረግ በ በውሃ ላይ በማድረግ እሳት ላይ በማብሰል ወጡን እንሰራዋለን ማለት ነው። ያ የተሰራው ወጥ በፈለግነው ነገር ዶሎ ዶሮ ላይም አደረግነው እንዲሁም ደግሞ ስጋ የበግ ስጋ ላይ አደረግነው የፍየል ስጋ የፍየል ስጋ ላይ አደረግነው እንዲሁም ደግሞ ድንች ላይ ካሮት ላይ ብንጨምረው በጣም ትልቅ የሆነ ጣፋጭ የሆነ ምግብ ሰራነ ማለት ነው። ሳናስበው እና ይሄ ሁሉ ነገር የሆነው በምን ምክንያት ነው የተለያዩ ቅመማ ቅመሞች ስለተዋህዱ ነው ማለት ነው። በውስጡ የተለያዩ ቅመማ ቅመሞችን ስለያዘ ነው እንጂ ቀላል የሚባል ጣዕም አይሰጥም ነበር ከባድ የሚባል ጣዕም አይሰጥም ነበር እና ያው ሀሪፍ ይሆናል ማለት ነው። እና እኔ በጣም ነው የምበላ ቅመማ ቅመም የምበዛበት ምግብ አመሰግናለሁ ያለኝ ይሄ ነው።

አዲስ አመትን እንዴት ታከብራለህ? አዲስ አመትን በደስታ በፍቅር እንዲሁም ደግሞ አዲስ ሰው ለመሆን ለመለወጥ ብዬ ነይቼ አከብረዋለሁ ማለት ነው ማከበር ሳይሆን አሳልፈዋለሁ። አዲስ አመትን አብዛኛው ጊዜ የሚያከብሩ ያው ክርስቲያኖች ናቸው እኛ ሙስሊሞች አዲስ አመትን አናከብርም። በምንም መልኩ ነው አዲስ አመት የሚከበረው አንድ ሰው አዲስ አመት ሲመጣ። ምንድነው የሚያደርግ ብለን በምንጠይቅ ሰዓት አዲስ አመት ሲመጣ በብዛት ሰዎች አዲስ ልብስ ይለብሳሉ። ቤታቸውን ቀለም ያስቀባሉ እቃቸውን ሁሉን ነገር። አሮጌውን ወደ አዲስ ይቀይራሉ ማለት ነው እና የተለያዩ ብሮችን ያዘጋጃሉ። ምግቦችን ያዘጋጃሉ ጥሪዎችን እንዲሁም ዘመዶቻቸውን ለመጥራት እና ከቤቷ ከቤታቸው ለመጋብዝ ብዙ አይነት ነገራቶችን ይጠቀማሉ እና ብዙ አይነት ምግቦችን ያዘጋጃሉ። በሬዎች ይታረዳሉ ዶሮዎች ይታረዳሉ የተለያዩ ጣፋጭ የሚባሉ ምግቦች በጣፋጭ እንዲሁም ደግሞ በተለያዩ ቅመማ ቅመም ይሰራሉ። እና በዚህ መልኩ ያው ሰው ሰው ይዘጋጃል ለምግብ ማለት ነው። እንዲሁም ደግሞ አንዳንድ ሰው በምንድነው የሚያከብረው ዘመድ ጋር በመሄድ። ክፍለ ሀገር በመሄድ ወደ እናቱ ወደ አባቱ ወደ ዘመዶቹ በመሄድ በዛ የአመት በዓል እዛ ቆይቶ ይመጣል ማለት ነው። እና በዚህ መልኩ አዲስ አመት አዲስ አመትን የሚያከብር አለ። እንዲሁም ደግሞ አዲስ አመትን ሀሪፍ ሀሪፍ የሚባሉ ቦታዎች በመሄድ ቆንጆ የሚባሉ መናፈሻ አይነት ቦታዎች በመሄድ የተለያዩ ወንዞች ገንዳዎች ውስጥ በመዋኘት ፎቶ በመነሳት ሆቴሎች በመሄድ። የተለያዩ የሆነ ዝግጅቶች ላይ ፕሮግራሞች ላይ በመሳተፍ በዚህ መልኩ አዲስ አመትን የሚያሳልፉ ብዙ ሰዎች አሉ። እና ሰው ሁሉ ይለያያል አዲስ አመትን እንዴት እንደሚያሳልፈው ማለት ነው። ህፃናቶች የአዲስ አመትን እንዴት ነው? የሚያሳልፉ ስንል ህፃናቶች የአዲስ አመትን የሚያሳልፉ ወጣው በመጫወት ነው ወጣው ሩቁ ቦታ በመሄድ። እንዲሁም ደግሞ ገንዘብ በመቀበል የፈለጉትን ነገር እየበሉ ነው የሚያሳልፉት። እንዲሁም ደግሞ ከጓደኞቻቸው ጋር ከቤት ከወላጆች ጋር በተለይ እየተጫወቱ አዲስ ነገር እየተገዛላቸው ከቤት የሚሰራውን ሀሪፍ ሀሪፍ ምግብ። የሚባለውን አብረው እየበሉ እንዲሁም ደግሞ የተለያየ የሆነ መጫወቻ እየተገዛላቸው አዲስ አመታቸውን በዚህ መልኩ ያሳልፉታል ማለት ነው። እንዲሁም ደግሞ ከዛ በላይ እነሱን የሚያስደስታቸው ትምህርት ይዘጋላቸዋል። በዛ ሰዓት ትምህርት ስለሚዘጋ ያው አዲስ አመት በቃ ደስ ይላችኋል ማለት ነው። ትምህርት አብዛኛውን ህፃናቶች ትምህርት አይወዱም። ቅሩ ሲባሉ ደስ ይላችኋል አንዳንዱ ብቻ ተማሪ ካልሆነ በስተቀር ትምህርት የሚቀረው ሁሉም ትምህርት መሄድ ይወዳልና ይደሰታል እማኑት ሁሉም ትምህርት መሄድ አይወድም አንዳንድ ተማሪ ብቻ አንዳንድ ህፃናት ብቻ ነው ትምህርት ቤት የሚናፍቃቸው ማለት ነው። እሱም ሊናፍቃቸው የሚችል ከዛ የሆነ የተለያየ መጫወቻ ሲኖር እንዲሁም ደግሞ ደስ የሚሉ ሰዎች ሲኖሩ የሚያጫውቷቸው ጓደኞቻቸው ሲኖሩ ብቻ ነው እንደውም መሄድ የሚፈልጉ ማለት ነው። እና ካልሆነ ግን ያው ደስ ይላችኋል ቅሩ ሲባሉ ደስ ይላችኋል እና በአመት በዓል ደግሞ ትምህርት ቤት ዝግ ስለሆነ ያው ለሁለት አመት በዓል ነው ያላቸው ማለት ነው። እነዚህ ህፃናቶች ማለት ነው አንድ ተዘጋላቸው ትምህርቱ ሁለተኛ ደግሞ አዲስ አመት ደረሰላቸው የፈለጉትን ነገር ይሰጣቸዋል ብርም ሆነ ምንም ሆነ ይሰጣችኋል እንደ ልባቸው ይሆናሉ ማለት ነው። እንዲሁም አዳዲስ ልብሶችን ይለብሳሉ መጫወቻ ይገዛላችኋል። በተለያየ ጊዜ በቃ ፍቅር መደብደብ የለም። በዛ ሰዓት በዓል ላይ በአዲስ አመት መደብደብ የለም። መጫወቻ ቦታዎች ይሄዳሉ ዋና ቦታ ይሄዳሉ ብዙ ጌም የሚጫወቱበት ቦታ ይሄዳሉ። እንዲሁም ደግሞ ከዘመዶቻቸው ይሄዳሉ ሩቅ ቦታ ይሄዳሉ በመኪና ስለሚሄዱ ደስ ይላቸዋል እና ይሄ ሁሉ ነገር ለህፃናት በአዲስ አመት የሚያገኙት ነገር ነው። ወጣቱስ በአዲስ አመት ምን የሚጠቀመው ነገር አለ? ካለ ደስታ ነው ከዘመዶች ጋር ይገናኛል ከእናት ከአባቱ ጋር ይገናኛል ሩቅ ካለ ሩቅ ካለ ዘመዱ ጋር ይገናኛል በአዲስ አመት ሁሉም ሰው መተያየት ስላለበት ማለት ነው እንኳን አደረሰህ እንኳን አደረሰህ ስለሚባባሉ። በአዲስ አመት መገናኘት ስላለባቸው ከሁሉም ሰው ጋር አንድ ወጣት ይገናኛል ማለት ነው። በተለይ ከቤተሰቦቹ ጋር ይገናኛል እንዲሁም ደግሞ ከሩቅ ጓደኛው ከናፈቀው ጓደኛው ጋር አብሮ አዲስ አመት የሚያምረው ከምንወዳቸው ሰው ጋር በምንሆንበት ሰዓት ነው። ከምንወደው ሰው ጋር ሆነን ስናሳልፈው ነው። አዲስ አመት የሚያምር ባህል የሚያምር ባህል የሚያምር አዲስ አመት እንዲሁም ባህል የሚያምር ከምንወደው ሰው ጋር ሆነን ስናሳልፈው ነው። እና ብቻችን ስንሆን ብዙም ከማንወዳቸው ሰው ጋር ስንከበብ ብዙም ደስ አይለንም። እና አዲስ አመት የአዲስ አመት አንዱ ትልቁ ስጦታ ይሄ ነው። የበአል ማለት ነው እና ከምንወዳቸው ሰው ጋር እንገናኛለን እና አዳዲስ እቅዶችን ደግሞ እናወጣለን ማለት ነው ያለኝ ይሄ ነው። እኔ እንኳን አዲስ አመትን አልወድም

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ የተለያዩ ነገራቶችን አደርጋለሁ ለምሳሌ ቤት ውስጥ ተኝቼ ፊልም ማየት እንዲሁም ደግሞ ትኩስ ነገራቶችን በመጠጣት ከ ከቤተሰቦቼ ጋር ከምወዳቸው ቤተሰቦቼ ጋር እያወራሁ አልጋ ላይ ተቀምጬ ማሳለፍ በጣም ደስ ይለኛል እንዲሁም ደግሞ መጽሐፍ ማንበብ ደስ ይለኛል ስዕል መሳል ደስ ይለኛል እንደውም እንቅልፌን ደግሞ በተለይ ዝናብ ሲዘንብ ምንድነው የማደርገው እንቅልፌን ነው የምተኛ ሀሪፍ የሚባልን እንቅልፍ እተኛለሁ ዝናብ በሚዘንብ ሰዓት ማለት ነው ደስ ስለሚለኝ አሪፍ የሚባልን እንቅልፍ ተመቻችቼ እተኛለሁ እና ዝናብ ሲዘንብ ብዙ ነገር አደርጋለሁ ለማለት ነው በብዛት የማደርገው እንደተናገርኩት እንቅልፍ ነው አንዳንዴ ደግሞ ምን አደርጋለሁ ይኸው ስፖርት እሰራለሁ በዝናብ አይደክምም ይባላል እና ስፖርት እዘራለሁ ቅዝቃዜውን በመጠቀም የተለያዩ የሆኑ ስፖርቶችን ለምሳሌ ብረት ማንሳት ሊሆን ይችላል ክብደት ማንሳት ኩሻፕ ፑል አፕ አይነት ስፖርቶችን እሰራና ሻወር ወስጄ በጣም ሲቀ ከቀዘቀዘኝ በኋላ ስተኛ በዝናቡ ትልቅ የሆነ ደስታ ያመጣልኝ እና እንዲሁም ደግሞ ቲክቶኮችን ማየት ኤርፎን አድርጌ ኤርፖድ አድርጌ በጆሮዬ የተለያዩ ቪዲዮዎችን አጫጭር ቪዲዮ ቪዲዮዎችን መከታተል ይሄ በጣም ያስደስተኛል በዛው እንቅልፍ ስለሚወስደኝ ማለት ነው እንዲሁም ደግሞ ፊልሞችን እያየሁ የተለያዩ ፊልሞችን እያየሁ ጊዜን ማሳለፍ በጣም ደስ ይለኛል የሚያስቁ ነገራቶች የሚያስቁ ፊልሞችን የሚያስደስቱ ፊልሞችን የቦክሲንግ ፊልሞችን እያየሁ እነሱ መተኛት ደስ ይለኛል አንዳንዴ ደግሞ ያው ምን ደስ ይለኛል ወጥቶ ዝናብ መሮጥ እንደ ዝናብ መሮጥ ዋና መዋኘት ዝናብ ላይ ሆኖ እንደዚህ መንከባለል ምናምን ነገር መጮህ መሳቅ መዝፈን ኳስ መጫወት በዝናቡ እንደዚህ ደስ ይለኛል ልጅ እያለሁ ራሱ በዝናቡ ኳስ መጫወት በጣም ደስ ይለኝ ነበረ ዝናብ እያለ በልጅነቴ ምን አደርግ ነበረ ኳስ እጫወት ነበረ እንዲሁም ጌሞችን እጫዋት ነበረ የተለያዩ ነገራትን አደርግ ነበረ ማለት ነው በልጅነቴና ብቻ ደስ ይለኛል የልጅነት ህይወቴ እስካሁን ድረስ አይረሳኝም ሳደርጋቸው የነበረውን ነገር ደግሞ እስካሁን ድረስ አልረሰውም እና ልጅነት እድሜ እድሜ ብቻ ነው ይሄዳልና እስካሁን ደግሞ ይናፍቀኛል ልጅነቴ በልጅነቴ ያሳለፍኩት ማንኛውም ነገር እስካሁን ድረስ በውስጤ አለ ለማለት ነው ውስጤ እየደማ አለ ልጅነቴን ናፍቀኝ ተመልሶ ላይመጣ የሚባል ነገር አለ እና ያው በልጅነታችን ዝናብ ሲዘንብ ጭቃ አቡክተን ውሃ ገድበን አበይ ግድብ ብለን የተለያየ የሆነ ፓሲፊክ ውቅያኖስ ብለን የህንድ ውቅያኖስ ብለን ከፋፍለን ምን ብለን በውሃ ተረጫጭተን እንዲሁም ደግሞ ውሃውን ተጠቅመን እንዲሁም በፀጉራችን ታጥበን እግራችን ታጥበን ነበረ በውሃ አማካኝነት ማለት ነው በዚህ በቆሻሻ ውሃ እና ብዙ ነገር አድርገናል ለማለት ነው ልጅ እያለን እና ዝናብ ሲዘንብ በብዛት አብዛኛው ሰው እንቅልፍ ነው የሚተኛ ቤት ውስጥ አይወጣም ቤት ውስጥ በመቀመጥ የተለያየ እሳት በመሞቅ ሊሆን ይችላል ስልኩን በማየት ይቀመጣል፤ ወደ ሌላ ቦታ አይሄድም ማለት ነው ዝናብ በሚዘንብ ሰዓት ስራዎች ሁሉ ይዘጋሉ ሱቆች ይዘጋሉ በመንገድ የሚሄድ ሰው ሁሉ ቤት ውስጥ ይቀመጣል የተለያየ ነገር ያደርጋል ማለት ነው እና ያ ስለሆነ ያው ዝናብ ሲዘንብ ማንኛውም ሰው የሚሰራው ነገር ሁሉ አንድ አይነት ነው እያንዳንዱ ሰው የሚሰራው ሁሉ አንድ አይነት ነገር ነው እሱም ደግሞ መተኛት ሊሆን ይችላል ተሸፋፍኖ መቀመጥ እንዲሁም ደግሞ ፊልሞችን ማየት በቃ በዛ ቢባል ያው በዛ አነሰ ቢባል አብዛኛው ሰው የሚያደርገው ቤት ውስጥ ነው የሚቀመጥ እና ያው ሌላ ነገር የለውም ለማለት ነው ዝናብ ሲዘንብ አዲስ የምናደርገው ነገር የለንም ሁሉም ሰው የሚያደርገው እንደዛ ነው እንስሳቶችን በምናይ ሰዓት እንስሳቶች ሳይቀር ራሱ መጠጊያ ይይዛሉ ጥላ ቦታ ይይዛሉ መንገድ ላይ ሆነን ለምሳሌ ዝናብ ቢዘንብብና ምን እናደርጋለን ካልነህ የሆነ አንድ ቦታ ካፌ ቦታ እንገባለን ወይም ደግሞ ሬስቶራንት ውስጥ እንገባለን የተለያየ መጫወቻ ጌም ቤት ውስጥ እንገባለን ለምንድነው እንደዛ የምናደርገው ዝናቡን ለማባራት ማለት ነው እዛ ካፌ ውስጥ በመግባት ቡና ነገር እጠጣለሁ ሻሂ ቡና የመሳሰሉ ነገራቶችን ትኩስ ነገራቶችን እየጠጣነ እናሳልፈዋለን ማለት ነው እና እንደዛ ነው የምናደርግ በዝናብ ጊዜ ማለት ነው መንገድ ላይ ዝናብ ሲመጣ መኪና ላይ ከሆነ ደግሞ ምንድነው የምናደርግ መኪናውን አቁመን የሆነ ቦታ አቁመን መኪና ውስጥ እንተኛለን እየነዳነ ግዴታ የማናቆምበት ቦታ ከሆነ ደግሞ ይሄ የዝናብ መከላከያውን በማድረግ ጉዞአችንን እንቀጥላለን እና በዛ መልኩ ነው የምናደርገው ለማለት ነው ያው አዲስ ነገር የለውም ብቻ ደስ የሚል ጊዜ እናሳልፋለን በዝናብ ሰዓት የማይረሳ ጊዜ እናሳልፋለን ለማለት ነው ያለኝ ሀሳብ ይሄ ነው በዝናብ ሰዓት የትክክለኛ ነገር ማድረግ ይገባናል ደስ የሚል ነገር ይገባናል እኔ የማደርገው ደስ

የሽያጭ ግቦች አሉ አዎ እኔ ብዙ ነገር መሸጥ እፈልጋለሁ የተለያዩ ነገራቶችን መሸጥ እፈልጋለሁ። ለምሳሌ እኔ አምሳ ፐርሰንት ያህል እቃዬን መሸጥ እፈልጋለሁ እንዲሁም ደግሞ ከሁለት ወር ከአምስት ወር እንዲሁም በአንድ አመት ውስጥ ደግሞ ያን ሃምሳ ፐርሰንት ወደ መቶ ፐርሰንት የማሳድግ ግብ አለኝ ማለት ነው። እና በዚህ ምክንያት እኔ ግቤን እወዳለሁ የሽያጭ መንገዴን ለማሳደግ እየሞከርኩ ነው ያለና የሽያጭ መንገዴን በስንት አይነት መንገድ ላሳድጋቸው እችላለሁ። ማለት ደንበኛን አንድ ደንበኛን በመሰባሰብ የተለያዩ ደንበኞችን ሰብስበን በማምጣት እንዲሁም ደግሞ አሪፍ አሪፍ የሚባሉ እቃዎችን በጥራት ዋጋ በማስመጣት ከተለያዩ ሀገር ከተለያዩ የውጭ ሀገር በማስመጣት ይኸው ልናሳድገው እንችላለን ማለት ነው። ገባችንን እና በዚህ መልኩ ብዙ ፐርሰንት ልናተርፍ እንችላለን ማለት ነው። እንዲሁ ደግሞ እኔ አሁን መሸጥ የምፈልገው ቤቶችን ነው። ብዙ ቤቶችን ገዝቼ የተለያዩ ቤቶችን ገዝቼ በሀሪፍ ዋጋ ለምሳሌ አንድን ቤት በሃምስ በአምስት መቶ ሺህ ብር ገዝቼ በአንድ ነጥብ አምስት ሚሊየን ብር የመሸጥ የሆነ ግብ አለኝ እና እንደ ደላላ አይነት የሆነ ስራ ነው መስራት የምፈልግ። እና በዛ ምክንያት ያው ግብዬን እያሳመርኩ ነው ያለ ማለት ነው። እንዲሁም ደግሞ ግቦቼ በተራ ተቀደም በኤ በቢ በሲ በዲ አድርጌ አስቀምጫችኋለሁ ግቦቼን እና በዛ መልኩ ነው የምሰራቸው በዛ መልኩ ነው አስተካክዬ የማደርጋቸው ማለት ነው። እና ግቦቼ አሉ ለማለት ነው ያን ያህል የኔ ግቦች የተመጣጠኑ ናቸው። እና ሀሪፍ የሆኑ ግቦች አሉኝ እንዲሁም ኢንቨስትመንት ደግሞ መስራት እፈልጋለሁ። የተለያዩ የሆነ ሀገራት በመሄድ እቃዎችን በመሸጥ አዳዲስ እቃዎችን እንደ ስልክ አይነት እንደ ላፕቶፕ አይነት እንደ የተለያዩ አይነት መፍቻዎችም ሊሆን ይችላሉ። መብራቶችን እንዲሁም ደግሞ አዳዲስ እቃዎችን ፒሲዎችን ሞባይሎችን ጄኔኔተሮችን እነዚህን ነገራቶች ከተለያዩ ሀገራት ማስመጣት ያስመጣሁትን ደግሞ ሀገር ውስጥ በማድረግ ወደ ሀገር ውስጥ በማስገባት በሀሪፍ ዋጋ በርካሽ ዋጋ በሚመስል መልኩ መሸጥ ነው። የፈለኩኝ እና እኔ አሁን ለምሳሌ የማስመጣቸውን እቃ ብዛት ያላቸውን እቃ ብዛት ባለው ዋጋ መሸጥ እፈልጋለሁ ማለት ነው። አስር ሺህ ያስመጣሁትን እቃ ለምሳሌ በሃያ ሺህ በሃምሳ ሺህ የመሸጥ እቅድ አለኝ ማለት ነው። ወደ ውጭ ሀገር የሚመጡ እቃዎች ሀገር ቤት ውስጥ ሲገቡ ብዙ ገንዘብን ያተርፋሉ ውጭ ሀገር ሲመጣ ትራንስፖርቱም ስለሚታይ እንዲሁም ደግሞ ቀረጡን ምናምን ይሄን ሁሉ ነገር ችለነው ሀገር ቤት ውስጥ በሚገባ ሰዓት እጥፍ ደርብ አድርገን እንድናመጣው እንድንሸጠው ያደርገናልና እና ደንበኛም ደግሞ የተለያየ የሆነ ደንበኛ እንድናተርፍ ያደርገናል እንድናፈራ ያደርገናል የደንበኛ እርካታ እንዲኖረን ያደርገናል ማለት ነው። አንዱ ሲጀመር መስፈርቱ የደንበኛ እርካታ ልናገኝበት የምንችል ዋናው መስፈርት ምንድነው? ብለን በምንጠይቅ ሰዓት የደንበኛ እርካታ የምናገኝበት ዋናው ነገር ምንድነው? ሀሪፍ እቃ በምናመጣ ሰዓት ኦርጅናል የሆነ እቃ በአሪፍ ዋጋ በምናመጣ ሰዓት የዛን ጊዜ የደንበኛ የደንበኛን እርካታ እናገኛለን ማለት ነው። እና የሽያጭ ግቤ ምንድነው? የደንበኛን እርካታ በማግኘት ብዙ ገንዘብን የማጠራቀም የመሰብሰብ ነው የሽያጭ ግቤ ማለት ነው። እና ያ ያ ነው ያለኝ ያለኝ ግብ እንዲሁም ደግሞ ቤትን በተመለከተ ቤት ስሸጥ ደግሞ በሀሪፍ ዋጋ የውስጡ ያለው እቃው ማንኛውም እቃ ሊሆን ይችላል። ለምሳሌ ቁም ሳጥኑ ቴሌቪዥኑ ፍሪጁ ማጠቢያው ይሄን ሁሉ ነገራቶች ገዝቼ መግዛት ማለት ነው። መሸጥ እስከነ እቃው እስከነ ቤቱ መሸጥ ነው የምፈልገው እና እንደዚህ አይነት ንገራቶችን መስራት እፈልጋለሁ። እንዲሁም ደግሞ ቅመማ ቅመሞችን ቡናዎችን ሸቀጦችን እንዲሁም ደግሞ አንዳንድ የሆኑ ጆሊጆስ ጆሊጆሶችን ዳቦዎችን የተለያዩ የሆኑ ምግቦችን ወተቶችን እነዚህን እሽግ ወተቶችን ማለት ነው። የሻይ ቅጠሎችን የቡና የቡና ቅመሞችን እነዚህን በመፈላለግ በማምጣት ምን አደርጋለሁ እሸጣለሁ ማለት ነው። ለሰፈር ላለ ሰው ማለት ነው እና ያን ያህል ሲሆን ብዙም ብቻ በዛ አለ በዚህ የኔ የሽያጭ ግብ ማሳደግ እፈልጋለሁ። የሽያጭ ግቤን ብቻዬን ነው የማሳድገው ወይስ ከሰዎች ጋር ነው የሚለው ነገር አይ ከሰዎች ጋር ሆኜ ነው ማሳደግ የምፈልግ። ምክንያቱም ከሰው ጋር በምንሆን ሰዓት ያው ብዙ የሆነ ሀሪፍ የሆነ ሀሳብ ይመጣልናል የተለያየ የሆነ ሀሳብ ይመጣልናል ማለት ነው በዛ ሰዓት ምን እናደርጋለን? ብዙ ገንዘብ መሸጥ እንችላለን ማለት ነው። እና ግብ አለኝ እኔ የመሸጥ ግብ አለኝ እንዲሁም የተለያየ የሆነ አሪፍ የሆነ ቶሎ የሚያሳድግ የሆነ ግብ አለኝ እና እነዚህ ግቦቼን ባሳካ ብዬ እተጋለሁ ማለት ነው። እመኛለሁ የወደፊት ምኞቴም እነዚህን ግቦች ለማሳካት ነው ቀና ደፋ የምል ግቦቼን ለማሳካት ነው እቅዴን ለማሟላት ነው። እና ያው እንደዚህ ብላችሁ ያዙት ለማለት ነው እና ግብ አለኝ ወደ አምስት ወደ አስር የሚሆኑ ብዙ ግቦች አሉኝ። በአሪፍ ዋጋ በአሪፍ ገንዘብ ገንዘብ ለመስራት የሚጠቅም አመሰግናለሁ

ምን ያህል ጊዜ መጽሐፍ ታነባለህ? እኔ ብዙ ጊዜ መጽሐፍ አነባለሁ በተለይ በቀን ጠዋትና ማታ መጽሐፍ አነባለሁ በብዛት ማታ ሰዓት የማተውን ክፍል ጊዜ አነባለሁ ማለት ነው። የማታው ክፍል ጊዜ ማለት ከሁለት ሰዓት እስከ ስድስት ሰዓት የማታው ክፍለ ጊዜ አነባለሁ። ምክንያቱም እኔ ተማሪ ስለሆንኩኝ የተለያዩ የሆኑ የትምህርት መጽሐፎችን እንደ ባዮሎጂ እንደ ኬሚስትሪ እንዲሁም ደግሞ እንደ አናቶሚ አይነት እንደ ባዮኬሚስትሪ አይነት መጽሐፎችን እስከ ስድስት ሰዓት ባለው የምሽቱ ክፍል ጊዜ አነባለሁ ማለት ነው። እና ብዙ እውቀት እቀስማለሁ። እና እንደዛ በማድረግ ነው ጊዜዬን የማሳልፈው ማለት ነው። እንዲሁም ደግሞ መጽሐፍ ምን አይነት ምን አይነት መጽሐፍ አሉ? ስንት አይነት ዘርፍ የሆኑ መጽሐፍ አሉ? ብለን በምንጠይቅ ሰዓት ብዙ አይነት ዘርፍ መጽሐፍ አሉ። አንዳንድ መጽሐፎች እውቀት አዘል የሆኑ መጽሐፎች አሉ አንዳንድ ደግሞ ስፖርታዊ የሆኑ መጽሐፎች አሉ አንዳንድ ደግሞ ልቦለድ የሆኑ የፍቅር መጽሐፎች አሉ አንዳንድ ደግሞ የታሪክ መጽሐፎች አሉ እንዲሁም ደግሞ አንዳንድ መጽሐፎች ደግሞ ያው ስለ ቴክኖሎጂ ስለ ስለ ጤና እንዲሁም ስለ ጤና ነክ አይነት የሚያስተምሩ መጽሐፎች አሉና እነዚህ ሁሉ መጽሐፎች የተለያየ የሆነ ጠቀሜታ አለው በተለያየ ሰው ደግሞ ተመራጭነት አላቸው። የተለያየ ማህበረሰብ እነዚህን መጽሐፎች እያንዳንዱን ይፈልጋል ማለት ነው። እና ለምሳሌ ባዮሎጂን የሚወድ ማህበረሰብ አለ ኬሚስትሪን የሚወድ ማህበረሰብ አለ ፊዚክስን ደግሞ የሚወድ ማህበረሰብ አለ እና እነዚህን ጊዜ በማንበብ ጊዜውን ያሳልፋል ማለት ነው። እኔ እንደ አጋጣሚ ሆኖ የምወደው መጽሐፍ ባዮሎጂ ነው። ባዮሎጂ በጣም ደስ ይለኛል። ባዮሎጂ የጤና ትምህርት ነው የጤና መጽሐፍ ነው ባዮሎጂን የተማረ ህይወቱ ላይ ትልቅ የሆነ ስኬት ያመጣለታል። ደስታ ያመጣለታል። የተለያየ የሆነን ነገር ህይወቱ ላይ ያመጣለታል። እና በእንደዚህ አይነት መጽሐፍ ማንበብ ለጤና ይጠቅማል የጤና ሁኔታን ለማየት ማንኛውም ኩላሊቱ በሚታመም ሰዓት ጨጓራው በሚታመም ሰዓት እንዲሁም ደግሞ ሰገራ አልወጣ በሚል ሰዓት እንደዚህ አይነት ነገር ካወቀ የሚመገበውን ምግብ ባዮሎጂን ካወቀ የሚመገበውን ምግብ ያስተካክላል። የሚጠጣውን ምግብ የሚጠጣውን መጠጥ ያስተካክላል። ሁሉን ነገር ያስተካክላል ማለት ነው። እና ያው ያን ሁሉ ያ ምንድነው ጥቅሙ ካልን ያው እኛ ሰውነታችን ላይ ህይወታችን ላይ የተሻለ ነገር ያመጣልናል ማለት ነው። እና ያ ነው የተፈለገበት ነገር ጥሩ ነገር ለማድረግ እውቀት ለመጨበጥ እነዚህን መጽሐፎች ማንበብ ያስፈልጋል ማለት ነው። ወደ ፊዚክሱ በምንመጣ ሰዓት ደግሞ ፊዚክስ እንዴት መኪና መንዳት እንደሚቻል እንዴት አየር እንደሚነዳ ማሽኑ እንዴት እንደሚቀሳቀስ ያን ጋዙን እንዴት ወደ ሀይል እንደሚቀይር ማሽኑ እንዴት ወደ ሀይል ቀይሮ እንዴት ተሽከርካሪዎች እንደሚበሩ እነዚህን ሁሉ ነገር ለማወቅ ፊዚክስ ሚባለውን ትምህርት ይማራሉ ማለት ነው። እንዲሁም ደግሞ ኬሚስትሪ ደግሞ እንዴት ሽቶ እንደሚሰራ የተለያዩ ቅባቶች እንዴት እንደሚሰሩ የተለያዩ የሆኑ ለሰውነት የሚጠቅሙ የቆዳ ቅባቶች ሊሆኑ ይችላሉ። እንዲሁም ደግሞ መጠጦች እንዴት እንደሚሰሩ ማስቲቀዎች ደግሞ እንዴት እንደሚሰሩ የማስቲካ ያለ ኢስተር ለምሳሌ የማስቲካው ያለ ሽታ እሱ ለምን ለምን እንደሚያገለግል ይሄ ሁሉ ነገር ለምን ይጠቅማል ይሄ ሁሉ ነገር ማለት ነው ያው ኬሚስትሪን በመማር የምናውቀው ነገር ነው። እና ሲቀጥል ደግሞ የኮሚኒኬሽን መጽሐፍ ሚባል አለ ኮሚኒኬሽን መጽሐፍ አብዛኛው ጊዜ ሚያገለግል አፍሪካ ላሉ ሀገራት ነው እንዲሁም ቻይና የተለያዩ ሀገራት ፍራንስ ላሉ ሀገራት እንግሊዘኛ መናገር ለማይችሉ ሀገራት ይጠቅማቸዋል ማለት ነው። ይሄን በሚሰሙ ሰዓት እንግሊዘኛን በሚሰሙ ሰዓት ያው ጥሩ የሆነ ልምድ ያገኛሉ እንዲሁም እንግሊዘኛ ኮሚኒኬሽን መጽሐፍ በሚማሩ ሰዓት እንግሊዘኛ ንግግራቸውን ያዳብራሉ ማለት ነው። እና በጊዜ ሂደት እንግሊዘኛ መናገር ይችላሉ እና የውል እንግሊዘኛ ተማሪዎች እንግሊዘኛን ማወቅ የሚፈልጉ ያው ኮሚኒኬሽን መጽሐፍ ያነባሉ ማለት ነው። እንዲሁም ደግሞ የሂስትሪ መጽሐፍ ሚባል አለ የታሪክ መጽሐፍ ሚባል አለ። እሱ ምንድነው የሚጠቅመው ካልነ የታሪክ መጽሐፍ አብዛኛው ጊዜ የሚጠቅመው ብዙ ጥቅም አለው የታሪክ መጽሐፍ ለወደፊትም ለፊትም ብዙ የሆነ እውቀትን ያስተምረናል። ብዙ የሆነ እውቀትን ያስተምረናል ስንል ምን ማለታችን ነው ስላለፉ ስለ አባቶቻችን ያስተምረናል። የአባቶቻችን ምንድነው? የአባቶቻችን ትምህርት ምንድነው? እነሱ ያስተማሩት እነሱ ለእኛ የታገሉት ነገር ጥለውልን ያለፉ ነገር እንዲሁም ሀገራችንን ለመጠበቅ ያደረጉት ነገር ሁሉ ታሪክ ላይ ተቀምጧልና ያ ታሪክ ነው እኛን ሰው እንድንሆን ስለእነሱ እየተማርን የሀገራችን የሀገር ፍቅር ስሜት እንዲኖረን ይረዳልና የሀገር ፍቅርን ለማግኘት ምንድነው መማር ያለብን? ሂስትሪ መጽሐፍ ነውና እኔ በቀን ያው መጽሐፎችን ሶስት ጊዜ አነባለሁ ጠዋት ምሳ እና እራት ሰዓት አነባለሁ።

መዝገቦችን ታስቀምጣለህ መዝገቦችን አስቀምጣለሁ የተለያየ ቦታ አስቀምጣቸዋለሁ የተለያየ ጥሩ ጥሩ የሆነ ቦታ ላይ ማስቀመጥ እወዳለሁ። መዝገብ ከሌለ የአንድ ነገር ማረጋገጫ የባለቤትነት ማረጋገጫ አይኖርም ማለት ነው ያም የሆነበት ምንድነው? ቤት ላይ ለምሳሌ የቤት ካርታ ከሌለ የቤት መዝገብ ከሌለ ያ ያንተ ቤት አይደለም ብሎ መንግስት ሊያስወጣን ነው ይችላል። እና መዝገቦች ስንል ብዙ አይነት መዝገቦች አሉ የስራ መዝገቦች አሉ የባለቤትነት መዝገብ አለ የትምህርት መዝገብ አለ። የስራ ፍቃድ መዝገብ አለ እንዲሁም ደግሞ የተለያዩ የሆኑ የስራ መዝገቦች አሉ ማለት ነው። እና እና እነዛን መዝገቦች ማስቀመጥ ግድ ይለናል ማለት ነው። እኔ የኔን ብቻ መዝገብ ሳይሆን ያስቀመጥኩት ያው ለምሳሌ እኔ የትምህርት መዝገብ አለኝ የስራ መዝገብ አለኝ። እንዲሁም ደግሞ የዜግነት መዝገብ አለኝ እና እነዚህ ሁሉ መዝገቦች አሉኝ እንዲሁም ደግሞ ጅጅጋ ዩኒቨርሲቲ እንደምማር መዝገብ አለኝ ይሄ ሁሉ መዝገብ ይኸው በጥንቃቄ የተቀመጠ ነው። ይሄን የመዝገብ ሲሆን የቤተሰቦቼን መዝገብ ደግሞ ማስቀመጥ እወዳለሁ። የቤተሰቦቼን መዝገብ ምን አደርጋለሁ የተለያዩ መዝገባቶችን የሚሰጡኝን መዝገቦችን በሆነ ቦታ ላይ በማድረግ አስቀምጣቸዋለሁ ማለት ነው። እና እነዛን መዝገቦች በፈለጉ ሰዓት እኔን ወይ የምሰጣቸው እና ያ ነው የኔ የስራዬ ድርሻ እንደውም ከቤት የቤት ታላቁ ልጅ በመሆኔ ከእኔ ነው። ማንኛውም ነገር የሚቀመጥ የባንክ መዝገብ የባንክ ደፍተር እንዲሁም ደግሞ የካርታ የተለያየ የሆነ የዜግነት መዝገብ ለኔ ነው። የሚሰጡኝ አብዛኛው ጊዜ እና እኔ ነው ሸክፌ የማስቀምጠው እኔ ትልቅ ወንድማቸው ትልቅ ልጃቸው ስለሆንኩ ማለት ነው። እና ብቻ በደስታ ነው እየኖርኩ ያለ ከቤተሰቦቼ ጋር ማለት ነው። እና ያ በደስታ እንድኖር ያደረገን ነገር ምንድነው ቤታችን ነው። ያ ቤታችን በይኖር መዝገባች ቤታችን በይኖር ኖሮ እንባረር ነበር። እዛ ቤት አንድ ሰው መጥቶ ለምሳሌ ይሄ የኔ ቤት ነው ይሄ የኔ ሀቅ ነው። ቢል ምንድነው? የኛ ማረጋገጫ የኛ ዋስትና መዝገባችን ነው የቤቱ ካርታ ነው የቤት ካርታ ከሌለ ያው ምንም ጥቅም የለም ማለት ነው። እና ያው ሊያባሩና ይችላሉ የኔ ነው ብሎ የገባ ሰው ደግሞ ኮፒ የሆነ መዝገብ ፎርጂድ የሆነ መዝገብ አምጥቶ ይኸው እኛን ከስራ ከቤት ሊያባርን ነው ይችላል። እና መዝገብ ወሳኝ ነገር ነው ለማለት ነው እና መዝገብ በአግባቡ ልናስቀምጥ ይገባል ብዬ እመክራለሁ ማለት ነው። የህፃናት ለምሳሌ የህፃናት መዝገብ አለ የልደት ሰርተፊኬት የሚባል አለ። እንዲሁም ደግሞ የመታወቂያ ሰርተፊኬት አለ ይሄ ሁሉ ነገር መዝገብ በአግባቡ በሰነ ስርዓት የማይቀመጥ ከሆነ ምን አይነት ችግር ያመጣል? ብዙ አይነት ችግር ባለቤቱ ላይ ያመጣል ማለት ነው። ቢጠፋ ከሆነ ይሄ መዝገብ አንድ ሰው ሰርቆ ለምሳሌ የራሱ አድርጎ ሊያሳይ ይችላል። ማለት ነው በዚህ ሰዓት ምን ይፈጠራል? ያ ብዙ አይነት ችግር ሊያጋጥመን ይችላል እና መዝገባችንን ማስቀመጥ ይገባናል። አሳምረን እንደውም የተሸከፈ ቦታ ጥሩ የሆነ ቦታ ላይ ልናስቀምጠው ይገባል መዝገቡን ማለት ነው። ምክንያቱም የራሳችን ሀቅ ስለሆነ ማለት ነው። እንዳልኩት ደግሞ የሀገር መዝገብ የሚባል ነገር ደግሞ አለ ለምሳሌ አንድ ጠቅላይ ሚኒስተር የራሱ የሆነ መዝገብ አለ። አሁን ላይ ደግሞ በተለይ ያው አሁን ሀገሪቱ እየተሻሻለች ነው የመጣች የዲጂታል መዝገብ የሚባል አለ የዲጂታል አይዲ የፋይዳ መታወቂያ የሚባል ነገር አለ። እና ያ ምንድነው ያ መዝገቡ ትልቅ የሆነ ጠቀሜታ አለው ማለት ነው። ምንድነው? የሚጠቅም እያንዳንዱ ሰው ያው ዜግነቱን ያውቃል። ከባንክ ጋር የተያያዘ ነው ከ ከሚበለው ከሚጠጣው ነገር ከሁሉ እንዲሁም ደግሞ ከሚሰራው ነገር ሁሉ የተያዘ ነው ማለት ነው። እና ህዝቡን ለመቆጣጠር የተደረገ ነገር ነው ማለት ነው። የፋይዳ አይዲ የምንለው ነገር ነው እና ይሄ ብዙ የሆነ ጥቅም አለው ለማለት ነው። የፋይዳ አይዲ ደግሞ የእያንዳንዳችን ሰው ማንነታችን ዜግነታችን የትውልድ ህጎታችን እድሜያችንን ስራችን ምን እንደሆነ የሚጠቅስ የሆነ መዝገብ ነው። እና ይሄ መዝገብ ማን ላይ ይገኛል ያው መንግስት ላይ መንግስት እጅ ላይ ይገኛል ማለት ነው። እና በዚህ መዝገብ መልኩ እንቆጣጠራለን ማለት ነው። ራሳችን እና መዝገቡ ከለለሳ ይሄ መዝገብ እኛ ዜጋ ዜጎች አይደላቸውም እናንተ የኢትዮጵያ ዜጋ አይደላቸውም ብሎ መንግስት ሊያባርር ነው ይችላል። እና መዝገብ ግዴታ ነው መዝገብ መያዝ ያስፈልገናል። እያንዳንዱ መዝገቦችን ደግሞ የምናስቀምጣቸው የተሻለ የሆነ ቦታ መሆን አለበት። ካዝና ውስጥ ሊሆን ይችላል ወይም ደግሞ ጥሩ ቦታ ላይ ማስቀመጥ ይገባና ለማለት ነው። መዝገብን እንደዛ ካልሆነ ግን ያው ሊጠፋብን ወይም ደግሞ በሌባ ልንዘረፍ ስለምንችል አግባብ ያለው ቦታ ወይም ደግሞ ጥሩ የሆነ ቦታ ላይ ልናስቀምጠው ይገባል ማለት ነው። መዝገቡን ያም ሆነ ይሄ ያው ደስ የሚል ነገር አለ። እና በዛ ምክንያት ያው መዝገባችንን ሸክፈን ማስቀመጥ አለብን። ምዝገብ የሌለው ሰው የራሱ የሆነ ንብረት በሰው ሊቀመጥ ይችላል። እንዲሁም ደግሞ እጁ ላይ እያለ ሊያጣው ይችላል። እና ያም ሆኖ ያንን ያው በዚህ ጊዜ መሄድ አለብን ለማለት ነው። አመሰግናለሁ ያለኝ ሀሳብ ይሄ ነው

ከአለቃህ ከአለቃህ ጋር ግንኙነትህ እንዴት ነው? እኔ ከአለቃዬ ጋር አሪፍ የሚባል ግንኙነት አለኝ። ለምሳሌ እሱ በሚያዘኝ ሰዓት እመጣለሁ እንዲሁም ደግሞ የሆነ ስራ በሚሰጠኝ ሰዓት ያን ስራ በአግባቡ እፈጽማለሁ ማለት ነው። እንዲሁም ለምሳሌ በአንድ ሳምንት የሚያልቅ ስራ አለ ያን ስራ በአንድ ሳምንት ውስጥ ሰርተህ መጨረስ አለብህ ካለኝ። ያን ስራ በአንድ ሳምንት ውስጥ ሰርቼ እሰጠዋለሁ ማለት ነው። እንዲሁም ደግሞ ጭራሽ አንዳንድ ጊዜ ምን ያጋጥማል? ስራ ይቀርና ያው አንተ የኔን ስራ ሸፍንልኝ ይላል እና በዛ ሰዓት እኔ ከእሱ ቦታ በመሆን የተለያዩ የሆኑ ስራዎችን በአሪፍ ሁኔታ እሰራለታለሁ እና አሪፍ አድርጌ ነው እኔን ይወደኛል እንዋደዳለን ማለት ነው። እንዲሁም ደግሞ አንዳንድ ጊዜ ከስራ በኋላ ያው እንገባበዛለን ምሳ እራት የተለያዩ የሆኑ ግብዣዎችን አብረን እናደርጋለን። እና እንዲሁም ደግሞ ያው በፍቅር እና በሰላም ከስራዬ ባርደረባ ከስራዬ ጋር ከአለቃዬ ጋር እየቀጠልኩ ነው ያለና በጣም ይወደኛል። ደሞዝ ላይም ደግሞ እንደዚሁ አንዳንድ ጊዜ ጨምሮ ቲፕ ይሰጠኛል ያንን ቲፕ በመቀበል ያው እኔ ለስራ ተነሳሽነት ይኖረኛል ማለት ነው። እንዲሁም ስራ ሳጠፋ ደግሞ በብዛት ይመክረኛል እንጂ አይቆጣኝም ሳጠፋ ምንድነው የሚያደርግ ምክር ይለግሰኛል ምክር ከለገሰኝ በኋላ። እንድቀጥል በዚሁ እንድቀጥል እና አይዞህ ሁሉ ነገር እያለ የተለያዩ የሆኑ ቅሬታዎችም ምንም ሀሪፍ በሆነ መንገድ እየነገረኝ እንቀጥላለን ማለት ነው። እና የኛ አለቃ በጣም ደስ የሚል ነው ከእኔ ብቻ ከእኔ ጋር ብቻ ሳይሆን ከሌሎች የስራ ባልደረቦቼ ጋር ራሱ በጣም ደስ የሚል ግንኙነት አለው። እና ብቻ ያም ሆነ ይሄ በጣም ደስ ይላል የስራ ባልደረባ ሀሪፍ የሆነ ባልደረባ ነው። እንትን ማለት አለብን አንድ ላይ ከሰራባል ደረባ ጋር ሆነን ከምስራ ከአለቃችን ጋር ሆነን የተለያዩ ነገራቶችን ማድረግ አለብነ እንዲሁም ደግሞ መልእክቶችን አንድ ላይ ሆነን መጋራት አለብነ መደሰት አለብን የተለያዩ ሳቅና ጨዋታዎችን ማጫወት አለብን ማለት ነው። አለቃ ሲባል ሁልጊዜ በቃ ተናዳጅ ሰው ወይም ደግሞ የሚቆጣ ሰው አድርገን ብቻ መሳል የለብንም አለቃ ሲባል አንዳንድ ጊዜ ያው ደስ የሚል የሆነ ባህሪ አለው ጥሩ የሆነ ባህሪ አለው። እንዲሁም ደግሞ እንዲሁም ገንዘብ የሚከፍል አድርገን ብናስበው ለአለቃችን ጥሩ የሆነ አስተያየት ይኖረናል ማለት ነው። እና እኛም ደግሞ ምን ማድረግ ምን ማድረግ አለብነ አለቃችንን ለማስደሰት በሰአቱ ወደ ስራ መገኘት የሚሰጠንን ስራ በአግባቡ መስራት እንዲሁም ደግሞ ስንወጣ አስፈቅድን መውጣት ስራ አለመቅረት ልንፈር ልንቀርልንቀርብ በምንፈልግበት ሰዓት ደግሞ ደውለን ምን ማድረግ አለብን ፍቃድ መጠየቅ አለብን ማለት ነው። አለቃችንን እንደዛ ካልሆነ ከአለቃችን ጋር ትልቅ የሆነ ፀብ እንገባለን ማለት ነው። ከአለቃችን ጋር ፀብ ገባን ማለት ምን ማለት ነው ምን ይመስላቹኋል? ምን ማለት ነው እንባረራለን ወይም ደግሞ ደሞዝ ይቀነስብናል እንዲሁም ደግሞ የሰራ ገደብ ይሰጠናል ማለት ነው። ፀብ ከገባን ምክንያቱም እኛ አቅም ስለሌለን እሱ የማባረር የማስገባት የሆነ አቅም ሀይል ስላለው አለቃ ስለሆነ ደሞዝም የሚሰጥ እሱ ስለሆነ እኛ በስርዓት መስራት ግድ ይለናል ማለት ነው። በአግባቡ መስራት ግድ ይለናል ሰጣ ገባ ማለት መሳፈጥ አያስፈልገንም ከአለቃ ጋር ማለት ነው። እና አለቃችንን ማክበር አለብን አሰሪያችንን ማክበር አለብን ማለት ነው። የፈነገጠ ነገር ከጠየቀን ብቻ የማይሆን ነገር ከጠየቀን ካዘዘን ብቻ የዛን ጊዜ ነው ጥሩ ለስለስ ባለ መልኩ ልንናገር ይገባል ማለት ነው በመጥፎ ሁኔታ ብንናገር ወይም ብንገላመጠው ምን ይከሰታል ማለት ነው? ያው ከእሱ ጋር መጣላት እንዲሁም ደግሞ ከስራ መባረር ሊከሰት ይችላል እና የእኛ መጠንቀቅ አለብን ለማለት ነው አለቃችንን ማክበር አለብን። አለቃ ሁል ጊዜ ወንድ ብቻ ነው ወይስ ሴት ነው? የሚሆን ስንል ሴትም አለቃ አለ ወንድም አለቃ አለ ሴት አለቃ አብዛኛው ጊዜ ሽማግሌዎች ናቸው ሽማግሌዎች በብዛት አለቃ ይሆናሉ ወንድም ወንድ ላይም ደግሞ ስንመጣ አለቃ የሚሆን ገንዘብ የሚያገኝ ረጅም እድሜ የሰራ ሰው ነው እና ሽማግሌዎች አለቃዬ ናቸው ማለት ነው። እና ሽማግሌዎች ብዙ ገንዘብ ስላላቸው እድሜ ልካቸውን የወጣትነት ጊዜያቸውን ያው ስራ በመስራት ስለሚያሳልፉት ብዙ ገንዘብ ያካብታሉ እና በዛ ሰዓት አለቃችን ይሆናሉ ማለት ነው። እና አለቃችንን ማክበር ያስፈልጋል። ትንሽም ሆነ ትልቅ አንበል ገንዘብ አለው የለውም እንበል አለቃችን እኛ አሰሪ እስከሆነ ድረስ አለቃችን እስከሆነ ድረስ እኛ መጠንቀቅ አለብን ማለት ነው። ልናከብረው ይገባል በአግባቡ ልናወራው እንዲሁም ደግሞ በአግባቡ ልንቀልደው አንዳንድ ጊዜ ደግሞ ያው ምሳ ልንጋብዘው ስንጠይቀው ደግሞ በስርዓት በተሞላው መልኩ ልንጠይቀው ይገባል ማለት ነው። እንጂ ዝም ብለን ዘለን የምንሳፈጥ ከሆነ ጥሩ የሆነ ግንኙነት አይኖርም ማለት ነው። እና ጥሩ ግንኙነትን ለማምጣት እኛ በስርዓት መጠየቅ የፈለግነውን ነገር ማድረግ አለብን እና ማለት ነው። ያለኝ ሀሳብ ይሄ ነው። አመሰግናለሁ

ሰዎችን በአይንህ ትመለከታለህ? አዎ እኔ ሰዎችን በአይኔ አንዳንዴ እመለከታለሁ ግን አይናፋር ነኝ በጣም ሰዎችን መመልከት እፈራለሁ። ያም የሆነበት ምክንያት ምንድን ነው? ያው ከልጅነቴ ጀምሮ ያው በእናትና በአባቴ አይን አፋርነትን እንዲሁም ደግሞ በጣም ሀያን እየተማርኩ ስላደግኩኝ ያው እኔ አይናፈር ነኝ ማለት ነው። ከሰዎች ጋር መግባባት አይሆንልኝም ከተለያዩ ሰዎች ጋር መግባባት አይሆንልኝም። ያም ደግሞ የሆነበት ያው አስተዳደጌ ነው ማለት ነው። እንዲሁም ደግሞ የኑሬዬ ሁኔታ የአካባቢ ሁኔታ እንደዛ እንደሆነ አስገድዶኛል እና አይናፋር ነኝ በጣም እኔ የሰዎችን አይን እየተመለከትኩኝ የምፈልገውን ነገር መግለጽ አልችልም። እንዲሁም ደግሞ የምፈልገው ነገር ካለ አልጠይቃቸውም። ለጠየቁኝ ጥያቄ ደግሞ መልስ አልሰጥም አይን አይን እያየሁና በጣም ነው የማፍር አንገቴን አቀርቅሬ ነው የምቀመጥ በጣም ስለሚያሳፍር ማለት ነው። ያደኩበት ሁኔታ እንደዛ ስለሆነ አንዳንድ ሰዎች አሉ ለምሳሌ አይን አፋር ያልሆኑ ከባድ የሚባል የአይን ትይዩ የአይን ኮንታክት ያላቸው። ብዙ ሰዎች አሉ ብዙ ልጆች አሉ እነዛ ሰዎች በብዛት ከልጅነታቸው አንስቶ እየተመረቁ እንዲሁም ደግሞ ጎበዝ እየተባሉ በራስ መተማመን ይዘው ያደጉ ህፃናት ናቸው። እና እነዛ ሲያድጉ ምንም አይነት አይን አፋርነት አይኖርባቸውም ማለት ነው። ጠንካራ የሆነ አመለካከት እንዲሁም ደግሞ ሰውን የሚያሳፍሩ እንኳን ሊያፍሩ ይቅርና ሰውን የሚያሳፍሩ አይነት የሚሆኑበት አጋጣሚ አለ። እና ያው አስተዳደግ ነው ብዬ ብናገር ውሸት አይሆንብኝም ማለት ነው። እንዲሁም ደግሞ አስተዳደግ ብቻ ሳይሆን አካባቢ የአካባቢ ሁኔታ የአካባቢ የአየር ሁኔታ ለምሳሌ መጥፎ የሆነ ሰው አለ ለምሳሌ እዛ ጋር አካባቢ ጋር የሚጨቁን የሚሳደብ ሰው ካለ ለምሳሌ በዛ ሰዓት ምን አይሆንም አንተን የሚሰድብህ ሰው ያው አይናፋርነትህን ያመጣዋል ማለት ነው። ሰውን ቀና ብለህ እንድታይ አይፈልግም ሰውን እንድታከብር አያደርግም ማለት ነው እና መጠንቀቅ ይፈልጋል ማለት ነው። ቤተሰቦቻችን በተለይ እዚህ ነገር ላይ መስራት አለባቸው በአግባቡ መስራት አለባቸው ብዬ አስባለሁ ማለት ነው። በአግባባቸው በአግባቡ መስራት አለባቸው ማለት ምን ማለት ነው? ያው እኛን ሲያሳድጉ በስርዓት ማሳደግ አለባቸው ማለት ነው። እኛ አይን አፋር እንድንሆን አይፈለግም አይነ በጣም ደፋር በራስ መተማመን እንዲኖረን ይፈለጋልና በራስ መተማመን እንዲኖረን ምንድነው ማድረግ ያለብን? ሰዎችን አይን አይን እያየን መነጋገር አለብን ማለት ነው። ሲጠይቁን መልስ ስንሰጥ አይን አይናቸውን እያየን አንገታችን ቀና አድርገን እንዲሁም ደግሞ አይን አፋር እንድንሆን ወይም ደግሞ የሰውን አይን እንዳንመለከት የሚያደርገን ነገር ብዙ ነገር አለ። አንደኛ ልብስ ነው አለባበሳችን መጥፎ ከሆነ መጥፎ ልብስ የምንለብስ ከሆነ ያው ከሰው ጋር ስንተያይ እናፍራለን ማለት ነው። እንዲሁም ደግሞ ቆሻሻ ልብስ የምንለብስ ከሆነ ያው በቆሻሻነታችን አፍረን የሰው አይን ቀና ብለን ማየት አንችልም ማለት ነው። እና ሰው የማይፈልገውን ነገር የምናደርግ ከሆነ እኛ የሰውን አይን ማየት ይከብደናል እና ያው ሁል ጊዜ ስንገናኝ ሰውን ሙሉ ሆነን በተሻለ ልብስ በራስ የራስ መተማመናችንን በሚጨምርበት መንገድ ሁኔታ ሆነን ነው መገናኘት ያለብን ብዬ ለመናገር እወዳለሁ። እና ያ ነው ነው ያ ነው ያለኝ እኔ በሰው በአይን አመለካከት ሰውን እያየሁ መውራት አልወድም። አሁን ግን አሁን የግቢ ከመጣሁ በኋላ ዩኒቨርሲቲ ከመጣሁ በኋላ የሰውን አይን አይን እያየሁ መናገር ቻልኩ ማለት ነው። በፊት ግን እንደ ሴት ነበርኩኝ ሴት ልጅ አሁን ላይ ሲጀመር ሴት ልጅ ራሱ በጣም እንትን ብሏል የተለየ ሆኗል ማለት ነው። ወይ አይን አይን እያየች ነው የምትናገር ሴት ልጅ ክብሯ ጠፍቷል ሀያዋ ጠፍቷል ማለት ነው። ወንድ ልጅ ግን ምንም ችግር የለበትም ነበረ አይን አይን እያየ መናገር ነበረበት ግን እኔ እንደ ሴት ሆኜ ነበረ። በፊት ማለት ነው አሁን ግን ተስተካክያለሁ አሁን የማምር ሰው ሆኛለሁ። ሰዎችን ሳወራ አይን አይን እያየ ነው እያየሁ ነው የምናገር በአግባቡ ነው የማወራቸው የሚፈልጉትን ነገር እጠይቃችኋለሁ አይን አይን እያየሁ እንዲሁም ደግሞ የሚፈልጉትን ነገር ይጠይቁኛል አይን አይን እያየሁ እመልስላችኋለሁ ማለት ነው። እና አሁን ምንም የምፈራው ነገር የለም። አሁን ሁሉ ነገር ተሟልቶልኛል አልሀምዱሊላህ አላህ አለ ብቻዬን ብሆንም ያው እኔ ደስተኛ ነኝ አላህ አለኝ። አላህ እስካለ ድረስ ደግሞ ሁሉ ነገር አብሮን አለ ማለት ነው። እና ጓደኛ አያስፈልግም እንዲሁ ደግሞ ዘመዶች አያስፈልግም። ብቻ የሚያስፈልግን አላህ ብቻ ነውና እሱም ደግሞ ይኸው ከአጠገቤ ነው ያለህ ሁሌ ብቻዬን አይተወኝም ማለት ነው በሄድኩበት ሁሉ አለ። ስለዚህ እኔ አይን አፋር መሆን አይጠበቅብኝም ማለት ነው። ምክንያቱም እኔ እስልምና የሚለውን ነገር አላህ ስለሰጠኝ ጠንካራ መሆን አለብኝ መኩራት አለብኝ ማለት ነው። በእስልምናዬ በዲኑ ያልኮራ በምንም አይኮራምና። ያው ያንን ነው ለማለት የፈለኩት ነገር ያው እኔ እንኳን አይን አፋር ነኝ በጣም አሁን ግን አይን አፋር አይደለሁም። ተስተካክያለሁ ማለት ነው። አመሰግናለሁ።

አመራር ሚና አለህ አዎ እኔ በብዛት የአመራር ሚና አለኝ። ምንድነው የአመራር ሚና ማለት? አንድ ሰው ለምሳሌ የተለያየ ነገራቶችን በሚያስተዳድርበት ሰዓት እንደ አመራሩ ነው ይቀመጣል ማለት ነው። ያኔ በውስጡ ያሉ ሰራተኞች ካሉ እነሱን እቃው ላይ ምን ማድረግ እንዳለባቸው በምን ሰዓት መግባት እንዳለባቸው በምን ያህል ዋጋ መሸጥ እንዳለባቸው ሁሉን ነገር ያሳስባቸዋል ማለት ነው። ተጠንቀቅ ይላቸዋል ሁሉን ነገር ያሳስባችኋል እንዲህ ያስጠነቅቃችኋል የደሞዝ ጭማሪ አይኖርም እንደዚህ ከሰራችሁ በዚህ ዋጋ ከሰራችሁ እንዲሁም ካላተረፋችሁ ብዙ ገንዘብ ካላገኛችሁ ልትባረሩ ትችላላችሁ ማለት ነው። ወይም ደግሞ የደሞዝ ጭማሪ አይኖርም ስትሰሩ ጠንከር ብላችሁ መስራት አለባችሁ ጎበዝ ሆናችሁ መስራት አለባችሁ እንቅልፍ ወይም ደግሞ ሌላ ምግብ ሴት መጠጥ ከሱስ መጠበቅ አለባችሁ። የኔ ሰራተኞች በሙሉ ምንም አይነት ሱስ ሊኖር አይገባም ሱስ ያለበት ሰራተኛ አባርረዋለሁ ሱስ የጀመረ የምታውቁ ከሆነ ንገሩኝ አባረዋለሁ እያለ ማስጠንቀቅ ማለት ነው። ይሄ የአመራር ሚና ይባላል። የአመራር ሚና ብዙ ጊዜ በምን ይገኛል ካልነ በከባድነት ነው የሚገኝ በብር በአስተዳደር አንደኛ መሆን በእነዚህ ሁሉ ነገራቶች ይገኛል ማለት ነው። በጀግንነት በራስ መተማመን እንዲሁም ደግሞ በተለያዩ በሰአት መገኘት በቃል መቆም እነዚህ ሁሉ ነገር አመራር እንድንሆን ያደርጉናል ማለት ነው። እና የአመራር ባህሪ ልንላበስ ይገባል ማለት ነው። የአመራር ባህሪ የሌለው ሰው መቼም ቢሆን ስኬታማ አይሆንም ማለት ነው። እና የአመራር ባህሪ ሊኖረን ነው ይገባል የአመራር ሚና ያለው ሰው ሁሌም መሪ ነው ሊደር ነው ማለት ነው። አንደኛ ነው ጀግና ነው እና እንደዛ ስለሆነ እኛ ሁላችንም የአመራር ባህሪ ይዘን ሰራተኞችን ልናስተናግድ ይገባል ማለት ነው። ሰራተኞች ስል ምን ማለቴ ነው? በእኛ ስር የሚሰሩ ሰራተኞችን ማለት ነው እነሱን ስናስተናግድ እነሱ ለእኛ እንዲሰሩ ከፈለግን የአመራር ባህልን ልንላበስ ይገባል ማለት ነው። አመሰግናለሁ

ወደ ስራ በሰአቱ ትደርሳለህ? አዎ እኔ ወደ ስራ በሰአቱ እደርሳለሁ። ያን ያንም ደግሞ የማደርግበት መንገድ ምንድነው ታክሲ በመያዝ ፈጣን መኪና በመያዝ ወደ ስራ ቦታ በሰአቱ እደርሳለሁ ማለት ነው። ወደ ስራ በሰአቱ መድረስ ምን አይነት ጥቅም ያስመጣል ካልነህ ያስገኛል ካልነ የተለያዩ የሆኑ ጥቅማ ጥቅሞችን ያመጣል ማለት ነው። ለምሳሌ ያው ገንዘብ እንድናገኝ ስራችን ላይ አተኩረን ወደፊት ያለውን ነገር እንድንቀኝ ያደርገናል ማለት ነው እና እነዚህ ነገራቶችን ስራ በአግባቡ እንድንሰራ የሚያስችለንን ነገር በሰአት መገኘት ነው። አለቃህ ከሆነ ደግሞ ያው በሰአት መገኘት ለምን ይጠቅማል መስሪያ ቤታችንን ለመቆጣጠር፣ ሰራተኞችንን ለመቆጣጠር፣ ማነው የሚያረፍደው፣ ማነው የሚቆየው፣ ከእኔ በፊት የሚመጣው ማነው፣ የሚለውን ሰው ለይተን መስሪያ ቤታችንን ለመቆጣጠር፣ ሰራተኞችንን ለመቆጣጠር፣ ማነው የሚያረፍደው፣ ማነው የሚቆየው፣ ከእኔ በፊት የሚመጣው ማነው፣ የሚለውን ሰው ለይተን እንዲሁም ደግሞ ያው የኪሳራ ያጋጥመናል። የተለያዩ የሆኑ ንብረቶች እኛ ሳናቀው ሊጭበረበሩ ይችላሉ እና አንዳንድ ሰዎች ደግሞ እያለገጡ እየሰሩ ሊባረሩ ይችላሉ። እያለገጡ እየሰሩ የኛን ስራ የኛን መስሪያ ቤት ዝቅ ሊያደርጉት ይችላሉ ማለት ነው አቅሙን ማለት ነው። እና አለቃ ያስፈልጋል፣ አለቃ ሁሉን ነገር ይቆጣጠራል፣ አለቃ ደግሞ ይህን የሚያደርገው መቼ ነው በሰአቱ በስነ ስርዓቱ ወደ ስራ ቦታ ሲሄድ ነው ማለት ነው። በሰአቱ ሲገባ፣ ሳያረፍድ ሲገባ ነው ማለት ነው። እና አለቃ በሰአት መገኘት አለበት ማለት ነው። ለምሳሌ ጠዋት ሁለት ሰዓት ከሆነ ስራ ቦታ አለቃ ስንት ሰዓት መገኘት አለበት አንድ ሰዓት መገኘት አለበት ስራ ቦታ። አንድ ሰዓት ቀደም ብሎ ስራ ቦታ መገኘት አለበት ያ ካልሆነ ግን ምንድነው የሚሆነው ትልቅ ችግር ውስጥ ይገባል ማለት ነው። ይሄ ሰራተ እንትኑ ማለት ነው ይሄ ባለ አለቃው ትልቅ ችግር ውስጥ ይገባል ያ ሰው ለምሳሌ እያለገጠ ሊመጣ ይችላል ሁለት ሰዓት ሊመጣ ይችላል ለምሳሌ ለደንበኛው ቆሞ ሳለ፣ የሚሰራ ስራ ኑሮ ሳለ፣ እሱ አርፍዶ ይመጣል ማለት ነው። አርፍዶ ከመጣ በኋላ አንተ ለምንድነው የምታረፍድ ብለን ልንጠይቀው አንችልም ማለት ነው። ምክንያቱም እኛ ራሳችን እያረፈድን ስለምንመጣ ማለት ነው። እና የሚባረረውን ሰው ለማባረር ምንድነው ማድረ ያለብን እና በሰአቱ መገኘት ነው ያለብንና ማለት ነው። እና እንደዚህ አይነት ነገራቶች ይጠቅማል ማለት ነው። የስራ ባህሪም የሚያምረው በሰአቱ ስንገኝ ነው ማለት ነው። ሰራተኛ በምንሆን ሰዓት ወደ ስራ ሰዓት በስንት ሰዓት ነው የምንሄድ ስንል ሰራተኛ በምንሆን ሰዓት ከአለቃው በፊት መግባት አለብን ነው ወደ ስራ። የምንችል ከሆነ ማለት ነው የማንችል ከሆነ ግን ያው በሰአቱ በሰአቱ አንድ ደቂቃ አንድ ሰከንድ ሳንቆይ መግባት አለብን ማለት ነው። እንደዛ ካልሆነ የስራ ችግር ይፈጠራል ማለት ነው በሰአቱ ወይም ደግሞ በስርዓቱ የምንገባ ከሆነ ምን ይፈጠራል ካልን በአለቃችን ልንወደድ እንችላለን እንዲሁም ደግሞ አለቃ ከመምጣቱ በፊት ቀድመን የምንገባ ከሆነ ቀድመን ወደ ስራ ቦታ ወደ መስሪያ ቤት ወደ መስሪያ ቤት የምንገባ ከሆነ በአለቃው ልንወደድ እንችላለን ማለት ነው እና የተለየ የሆነ ቦታ ሊሰጠንነ ይችላል፣ የሰራ እድገት ሊሰጠነ፣ ይችላል የገንዘብ ጭማሪ ሊደረግ ሊደረግልን ይችላል እንደዛ ስለሆነ እኛ ምንድነው ማድረግ ያለብነ በሰአቱ መሄድ ነው ማለት ነው እና ያለኝ ሀሳብ ይሄ ነው ያው በሰአቱም መኸድ ያው ትልቅ ጥቅም አለው። እንዳልኩት አንድ ስራ አንትን ለማለት ነው ያለኝ ሀሳብ ይኸ ነው አመሰግናለሁ።

ማር ትወዳለህ? አዎ ማር በጣም ነው የምወድ ማር ብዙ አይነት ማር አለ ወፍራም ማር አለ ቀጭን ማር አለ እንዲሁም ደግሞ ደረቅ የሆነ ማር አለ እንዲሁም ማር ማር የሚል ደግሞ ማር አለ አለና ማር አብዛኛው የምወደው እኔ ፈሳሽ የሆነ ማር ነው ፈሳሽ የሆነ ማር ፈሳሽ የሆነውን ማር በምን አድርገን እንበለዋለን በዳቦ አድርገን መመገብ እንችላለን እና ጥሩ የሆነ መዓዛ አለው ማርና ያ ማር እስካሁን ድረስ አይረሳኝም ማለት ነው በዳቦ ቀብተን አሻሽተን ምን ብለን ወደ ሆዳችን እናስገባዋለን እና ማር ትልቅ የሆነ ጠቀሜታ አለው ከጥቅሞች ውስጥ የማር ጥቅሞች ውስጥ ለሃይል ይሆናል እንዲሁም ደግሞ ለተለያዩ በሽታዎች ለጉንፋን ሊሆን ይችላል ለጨጓራ በሽታ ለእንኩላሊት በሽታ እንዲሁም ደግሞ ለካንሰርም በሽታ ይሆናል ለደም ግፊት ይሆናል ለደም ለደም ለደም ማነስ ይሆናል ለውፍረት መቀነስ ይሆናል እንዲሁም ደግሞ ለአይን ጥራት ይሆናል እና ማር ብዙ ጥቅም አለው ማለት ነው ማር ከየት ከየት ነው የሚገኝ ካለ ማር የሚገኘው ከንብ ነው ከንብ ነው የሚገኝ ማር ማለት ነው ንብ ነው የምትሰራው አብዛኛውን ጊዜ ከንብ ቀፎ በመሄድ ማርን እናገኛለን እና ያን ማር ምን እናደርገዋለን ለተለያዩ አላማዎች እንጠቀምበታለን ማለት ነው ማሩን እንበለዋለን እንዲሁም ደግሞ ምን እንቀበዋለን ፊታችንን ሆዳችንን ሲያመነ ደግሞ እናደርገዋለን እንዲሁም ደግሞ ለአንዳንድ ቅባቶች መስሪያ ይሆናል ማለት ነው አብዛኛው ቅባቶች ከማር የሚሰሩ ቅባቶች አሉ ሎሽኖች አሉ የፀጉር ቅባቶች የሰውነት ቅባቶች እንዲሁም ደግሞ ላስቲኮች አብዛኛውን ከማር ነው የሚሰሩና ብዙ ነገራት መድሃኒቶችም ጨምሮ ብዙ ነገራት ከማር ነው የሚሰሩና ማር ትልቅ የሆነ ጠቀሜታ አለው በተለይ ትኩስ ማር ከሆነ አዲሱ ማር የፈሳሹ ማር ከሆነ ያ በጣም የሆነ ትልቅ የሆነ የተፈጥሮ ኢነርጂን ይሰጠናል ማለት ነው ለሰው ልጅ እና ማር መጠቀም አለብነ ለማለት ነው እና ማር የማይወድ ሰው የለም ሁሉም ሰው ማር እየበላ ነው ያደገ ከልጅነቷ አንስቶ ከህፃን ከህፃን ከትልቅ ከሁሉም ማር እየበላን ያደገና ማር ወሳኝ ነገር ነው በተለይ ለእድገት ለህፃናቶች ማር ወሰኝ ነው ጠዋት ጠዋት ለምሳሌ ማር በዳቦ ብትሰጧቸው ልጆች ቶሎ የማደግ እድል አላቸው ማለት ነው እንዲሁም ደግሞ ሊተኙ ሲሉ ማር ብትሰጧቸው ትልቅ የሆነ የማደግ እድል አላቸውና ማር ወሳኝ ነገር ነው ለህፃን ልጆች በተለይ ለህፃን ልጆች ለትላልቅ ሰዎችም እንደዚሁ ወሳኝ ነው ሆዳቸውን ለሚያማቸው ጨጓራቸውን ለሚያማቸው እንኩላሊታቸውን ለሚያማቸው ሰዎች ማር ቢጠቀሙ የተሻለ ነው ማለት ነው እና ማር ዘርፈ ብዙ የሆነ ጥቅም አለው ለማለት ነው ማርን ተጠቀሙ እባካችሁ የሚያማችሁ ሰዎች ሆዳችሁን የሚያማችሁ ሰዎች ያው መድሃኒት ከመሞከራችሁ በፊት ተፈጥሮአዊ የሆነውን ማር ብትጠቀሙ ይ የሚሻላችሁ ይመስለኛል ማለት ነው ትንሽ ከዛ በኋላ ካያችሁት በኋላ ማር ወስዳችሁ ካልተሻላችሁ ነው ወደ ሌላ መድሃኒት ወይም ወደ ዶክተር ልትሄዱ የሚገባው ማለት ነው እና ብዙ አይነት ዘርፍ ነው ያለው ማር ለቁስልም ይሆናል ለምሳሌ ቁስልን ለማከም እንዲሁም ደግሞ ለመሸጥም ይሆናል ማለት ነው በተለይ የማር ቀፎ ካለው ቤት ውስጥ የማር ቀፎ ካለ ምን እናደርገዋለን ይኸው ማሩን በማጠራቀም እንነግደዋለን ማለት ነው እንሸጠዋለን ለምሳሌ አንድ ኪሎ ማር በአምስት መቶ ብር ሁለት ኪሎ ማር በአንድ ሺህ ብር ሶስት ኪሎ ማር በአንድ ሺህ አምስት መቶ ብር እያደረግነ እያከፋፈልነ ለማህበረሰቡ እንሸጥለታለን ማለት ነው እና ማር ለምግብነት ለንግድ ለበሽታ ለበሽታ ለበሽታ መድሃኒት እንዲሁም ደግሞ ለቁንጅና የተለያዩ ሽቶዎችን ለመስራት ቅባቶችን ለመስራት ይጠቅማል ማለት ነው እና ብዙ የሆነ ጥቅም አለው ለማለት ነው ማር በተለይ ለህፃናትም እንዳልኩት ብዙ የሆነ ጥቅም አለው ለማለት ነው ማር አብዛኛው ጊዜ ገጠር ውስጥ ነው የሚገኝ ገጠር ውስጥ ምንድነው የሚደረገው ማር በጫካው በዱር ውስጥ ነው የሚበቅል ማለት ነው የሚኖር ያ እንዴት ነው የምናገኘው ያው ንቢቱ በጫካው ውስጥ እንትን በመስራት የራሷ የሆነን የማር ቀፎ በመስራት እዛ ውስጥ ምን ታደርጋለች ማር ታስቀምጣለች ማለት ነው እና ያ ማር ለምግብነት ያገለግላችኋል ማለት ነው ንቦች ያን ማር ነው የሚመገቡ ማር የሚሰሩት ደግሞ ከአበባ በመቅሰም ነው ከአበባ ይቀስሙና ማር የሚባለውን ነገር ይሰሩታል ማለት ነው እና ያን ማር ነው እኛ እየተመገብነው ያለ እንስሳቶች እየተመገቡት ያለ ሁሉ ሰው እየተመገበው ያለ ያን የሚ ከእ ከአበባ የሚሰሩትን ንቦች ከአበባ የሚሰሩትን ማር ነው እና ያን ነው እየተመገብነው ያለ ለማለት እወዳለሁ እና እኛ ሀገር ላይ ማር አለ በብዛት ገጠር ከተሞችም አለ እና የገጠር ከተማው ወደ ከተማ እየመጣ የገጠር የገጠሩ ማህበረሰብ ወደ ከተማው ማህበረሰብ እያመጣ ማር ይሸጣል ማለት ነው እንደውም ደግሞ አንዳንድ ሱፐር ማርኬቶች ውስጥ ማር ይሸጣሉ በ በሃይላንድ ነው እነዛን እየገዙ መጠጣት እንዳንረሳ ለማለት እወዳለሁ ጥሩ የሆነ ነገር ነው አመሰግናለሁ

በስራ ላይ ችግሮችን ትፈታለህ? አዎ እኔ በስራ ላይ የተለያዩ ችግሮች ያጋጥሙኛል እነዛን ችግሮች ደግሞ ያው መፍትሄ በመፈለግ ከጓደኞቼ ጋር እንዲሁም ደግሞ ከቤተሰቦቼ ጋር በመሆን በመወያየት እንፈታቸዋለን ማለት ነው። እና ምን አይነት ችግሮች? የደረሱብናል ስራ ላይ በምንሰራ ምን አይነት ችግሮች ያጋጥሙናል ብለን በምንጠይቅ ሰዓት ብዙ አይነት ችግሮች አሉ የሚያጋጥሙና አንዳንድ ሰዎች ለምሳሌ ሰራተኛ ሆኖ ሳለ ብዙ አይነት ፈተና በአለቃቸው ሊደርስባቸው ይችላል ማለት ነው። እና ለምሳሌ የደሞዝ መቀነስ እንደውም ደግሞ መጥፎ የሆነ አለቃ ከባድ የሆነ የስራ ጫና እንደዚህ አይነት የመሳሰሉ ነገራቶች ሊደረሱባቸው ይችላሉ እና በዛ ሰዓት እንዴት ነው መፍታት ያለባቸው? ብለን በምንጠይቅ ሰዓት የት በተረጋጋ መንፈስ ማሰብ ማንሰላሰል ሰውን ማማከር እንዲሁም ደግሞ ረጋ ብሎ ማሰብ እዛ በኋላ ምንድነው ማድረግ ያለባቸው ጥሩ የሆነ ውሳኔን መወሰን ማለት ነው። የተማረ የሆነ ያስተዋለ ያስተዋይ ውሳኔ መወሰን ነው። ያለብን ነው ማለት ነው። እና ችግሮችን በዚህ መልኩ እንፈታለን ሌላ ደግሞ ችግሮችን የምንፈታበት መንገድ ምንድነው? ካልነ የችግሩን መንስኤ መንስኤውን ማወቅ ለምን ይሄ ነገር ሊፈጠር ቻለ የሚለውን ከየት ጀመረ ማን ጀመረው ምንድነው ችግሩ የሚለውን ነገር በደንብ ማጥናት ያስፈልጋል ማለት ነው። ካጠናን በኋላ ችግሩን ካጠናን በኋላ ምንድነው የምናደርገው? ለችግሩ መፍትሄ እንፈልግለታለን ማለት ነው። እና በዚህ መልኩ ችግራችንን ልንፈታ እንችላለን ማለት ነው። ችግር ላይ የሚፈጠሩ ስራ ላይ በአብዛኛው ጊዜ ስራ ላይ የተለያየ ችግር ይፈጠራል። ያን ችግር መፍታት ያለብና ሰዎችን በማማከር የሆነ ቦታ ላይ በመቀመጥ ስብሰባ በማድረግ ነው እንጂ ክርክር በማድረግ አይደለም። ስብሰባ ስናደርግ ከማን ጋር ነው ከባለችግሩ ጋር ነው። የተፈጠረበትን መንስኤውን እንዲያብራርልን እንዲያብራርልን በመጠየቅ ከዛ በኋላ ለዛም ችግር መንስኤ መፍትሄ መፈለግ ነው። ያለብን እንጂ መቆጣት የለብንም እንዲሁም ደግሞ ተስፋ ቆርጠን መውጣት የለብንም ማለት ነው። እና ችግሮቻችንን በተረጋጋ መንፈስ ለመፍታት መሞከር አለብን ነው ማለት ነው። ምን አይነት የስራ ባህሪ የስራ ባህሩ ስለሆነ ማለት ነው። እንደዚህ አይነት ችግር አለቆች ላይ አብዛኛው ጊዜ ችግር ይገጥማችኋል የኪሳራ የንግድ ኪሳራ ሊገጥማችሁ ይችላል። እንዲሁም ደግሞ የስራ ለመጣጣም የተለያየ የሆነ የእቅድ መበላሸት ትልቅ የሆነ ኢኮኖሚክ ኪሳራ ውስጥ ሊገቡ ይችላሉ። አለቆች ማለት ነው የዚህን ጊዜ ምንድነው? ማድረግ ያለባቸው ሰራተኞችን በመሰብሰብ ነገራቶችን ማወያየት ምን ብናደርግ ልንድን እንችላለን ከዚህ ችግር እንዴት በየት መልኩ ልንላቀቅ እንችላለን የሚለውን ነገር መወያየት። ከዛ በኋላ ከተወያዩ በኋላ ምንድነው? የሚያደርጉ ለዛ ችግር አንድ መፍትሄ ይሰጡታል ማለት ነው። ከዛ በዛ መፍትሄ ይጸናሉ ከዛ ያው ውጤቱን በአንድ ላይ ሆኖ ማየት ነው ማለት ነው። የሚጠበቅባቸው እና ያ ነው ችግሩን ለመፍታት የሚያስፈልገው ነገር እላለሁ። ያው እኔ ያለኝ አቋም ይሄ ነው አመሰግናለሁ

ወደ ስራ? ምን ልብስ ትለብሳለህ ወደ ስራ በምሄድበት ሰዓት ሱፍነው ለብሼ የምሄደው ምክንያቱም እኔ የድርጅት ሀላፊ ስለሆንኩኝ የምለብሰው ነገር ሱፍ ነው። እንደውም ደግሞ የተለያዩ የሚያምሩ የጨርቅ ልብሶችን ለብሼ እሄዳለሁ የምለብስበት ምክንያት ምንድነው? መሪ ስትሆን በዛ ያን ነገር ያን ድርጅት ወክለህ በምትሄድበት ሰዓት የሚያስፈልግህ የሆነ ልዩ ልብስ አለ ማለት ነው ከሰራተኞች የሚለይህ ሰው ሁሉ የሚያይ ሰው ሁሉ ይሄ መሪ ነው ብሎ እንዲገምትህ የሚያስችል ልብስ መልበስ አለብህ ማለት ነው እና የስራ ልብስ ጥሩ የሆነ የሰራ ልብስ ያስፈልጋል ማለት ነው። እንዲሁም ደግሞ አንዳንድ ጊዜ ጋራዦች። ምን አይነት ልብስ ነው የሚለብሱ መኪና የሚሰሩ መኪና የሚጠግኑ ግለሰቦች ምን አይነት ልብስ ነው የሚለብሱ ብለን በምንመለከት ሰዓት የሚለብሱት ልብስ እነሱ በብዛት ቆሻሻ ልብስን የሚለብሱ ምክንያቱም የሱፍ አይለብሱም የተለያየ ንጹህ ልብስ አይለብስም ማለት ነው። ቆሻሻ ልብስ ለብሰው የተለ የሚያስጠላ ልብስ የስራ ልብስ ለየት ያለ ልብስ ለብሰው ወደ ጋራዣቸው ወይም ደግሞ ወደ መኪና ጥገናቸው ይገባሉ ማለት ነው። እንዲሁም ደግሞ ኢንጂነሪንጎችን በምናይ ሳይ የራሳቸው የሆነ ልብስ አላቸው ኢንጂነሪንጎች ኢንጂነሪንጎች የሚለብሱት ልብስ በብዛት ሙሉ የሆነ ልብስ ከላይ እስከታች የሚሸፍን የሆነ ልብስ ነው የሚለብሱ ማለት ነው። እና ያን ነው ያለኝ ሀሳብ በልብስ አይነት እንዲሁም ደግሞ መምህሮች ሳ ምን አይነት ልብስ ነው የሚለብሱ ብለን በምንጠይቅ ሰዓት። መምህሮች የሚለብሱት ልብስ ነጭ የሆነ ጋውን ነው የሚለብሱ ያ ጋውን ቾክ እንዳይመጣና ሰውነታቸውን እንደ ከሰውነታቸው ላይ እንዳይሆን ከልብሳቸው ላይ ብቻ እንዲራገፍ ያደርጉታል ማለት ነው። እና አቧራን ለመከላከል ሲሉ የሚለብሱት የልብስ አይነት ነው ይሄ ጋውን የምንለው ማለት ነው። ዶክተሮች ደግሞ እንደዚሁ ነጭ ገውን ይለብሳሉ ምንድነው? እነሱ መለያቸው ነው። ዶክተሮች ዶክተር መሆናቸውን የሚያሳውቁ እንዲሁም ከሌላው ከሌላው ማህበረሰብ ለየት እንዲሉ ዋና ዶክተራቸውን መሆኑን ለማሳየት የስራ ልብስ ይለብሳሉ ማለት ነው። ነጭ የሆነ ገውን ይለብሳሉ ነርሶች ደግሞ የራሳቸው የሆነ የስራ ልብስ አላቸው። እነሱ ከዶክተሮች የሚለዩበት የሆነ የሰራ ልብስ ለብሰው ነው ወይ የሚሰሩ ማለት ነው። ስራቸውን እኛ ግን ያው አብዛኛው ወደ ስራ ስንሄድ ምንድነው? የምንለብስ ሱፍ ነው። ሱፍ ለብዙ ነገራቶች ይጠቅማል ለብዙ የሰራ አይነቶች እንጠቀምበታለሁ እንጠቀምበታለን። ለምሳሌ የስራ አይነት ብለን የምንጠራው የባንክ ቤት ሰራተኛ ለምሳሌ የባንክ ቤት ማናጀር የኩባንያ ባለቤት እንዲሁም ደግሞ የተለያዩ ትላልቅ ድርጅቶች የሚመራ አስተዳዳሪ። አስተዳዳሪ ብቻ ሳይሆን አለቃ ብቻ ሳይሆን እንዲሁም ደግሞ በእሱ በእሱ ስር የሚሰሩ አባሎች ሰራተኞች የሚለብሱት ልብስ። በብዛት ምን አይነት ነው ካልነ? የሚለብሱት ልብስ ያው ሱፍ ነው ሱፍ ነው የሰራ ልብሳችሁ ማለት ነው በተለይ የባንክ ሰራተኞች የሚለብሱት ሱፍን ነው ማለት ነው። እንዲሁም ደግሞ ኢንጂነሪንጎች ደግሞ ያው ስራ ከመስራታቸው በፊት ሱፍ ይለብሳሉ። ከዛ ስራ ሲጀምሩ ምን ያደርጉታል ከሱፉ ላይ ምን ይደርቡበታል ወይም ደግሞ ሱፉን አውልቀው የራሳቸውን የሰራ ለብስ ይለብሳሉ ማለት ነው። ከቤት ሲወጡ ግን የሚለብሱት ምን አይነት ልብስ ነው? ሱፍ ሊለብሱ ይችላሉ የተለያየ የፈለጉትን አይነት ልብስ ሊለብሱ ይችላሉ ማለት ነው። ግን ከስራ ሲወጡ ከስራ ሲገቡ ያን የስራ ልብስ ይለብሱታል ማለት ነው። እንዲሁም ደግሞ ወደ ቤት በሚመለ በሚመልሱበት ሰዓት ያን የስራ ልብስ ያወልቁና ሱፋቸውን ወይም ደግሞ ለብሰውት የነበረውን ልብስ ለብሰው ወደ ቤት ይመለሳሉ ማለት ነው። እንጂ በዛው ልብስ በስራ ልብሳቸው አይቀጥሉም ለማለት ነው። አመሰግናለሁ ያለኝ ይሄ ነው

በእጅ መሸመን ታቃለህ አዎ በእጄ መሸመን አውቃለሁ በብዛት ግን ከእኔ በላይ የሚያውቅ አባቴ ነው አባቴ ሽመና በጣም ይችላል አባቴ ሸማኔ ነበረ በልጅነቱ ምን ያደርግ ነበረ? ሰፈራችን ካለው የሆነ አንድ ሰውዬ በመጠጋት ሽመናን እንዲሁም ደግሞ ተምሯል ማለት ነው። ሽመናን ተምሮ የተለያዩ ጥጦችን በማዘጋጀት ነጠላ እየሰራ ሲሸጥ ነበረ ገንዘብ ሲቀበል ነበረ እና ሸማኔ ነበረ የኔ አባት ማለት ነው። አሁንም ድረስ ሽመና ይችላል ጎበዝ ነው። እንዴት እንደሚያቀባብል እንዴት እንደሚሸመን እንዴት እንደሚሰራ እንዴት ጋቢ እንደሚሆን ነጠላ እንዴት እንደሚሆን ይሄን ሁሉ ነገር ተምሯል ማለት ነው። አባቴ እና ብዙ ነገር ያቃል። እናቴም ደግሞ እንደዚሁ ታቃለች ትንሽ ትንሽ ታቃለች። ግን የእናቴ እናት አያቴ እሷ ያው ልጆቿን ስታሳድግ የነበረችው እናቴን ያሳደገቻት ሸማኔ። እየሰራሽ ነው ማለት ነው በእጇ እየሸመነች እንዲሁም ለሸማኔ እየሸጠች እየወጣች ለሸማኔ ትሸጣለች እንዲሁም ደግሞ ለገበያ ትሸጣለች ነበር እንደዛ እያደረገች ነበረ ያሳደገቻት ማለት ነው። እናቴን እና ሽመና በእኛ ሀገር እንደ ባህላዊ አይነት ስራ ነው እየተሰራ ያለ። ማንኛውም ሰው ሽመና ይችላል እናቴ ትችላለች አባቴ ይችላል አያቴ ይችላል። እንዲሁም ደግሞ ዘመዶቼ በብዛት የማቃቸው ዘመዶቼ ሽመና ይችላሉ። እና እኛ ሀገር በብዛት ሽመና የተለመደ ነገር ነው ቀላል ነው ብዙ ሸማኔዎች አሉ። ሸማኔዎች አብዛኛው ሽማግሌዎች ናቸው ሽማግሌዎች ደግሞ በደንብ ነው ሽመናን የሚሸምኑና እነሱ ጎበዞች ናቸው ለማለት ነው። ሌላው ደግሞ ሲቀር ሌላው ደግሞ አንዳንድ ጊዜ ሽመና በሽመና ወቅት ምን ማድረግ አለብን? ምን ነገር ነው ሚያስፈልገን ምን ምን እቃ ነው ሚያስፈልገን? ካልነህ እንትን ያስፈልገናል አንደኛ ቀርቀሮ ያስፈልገናል እንዲሁም ደግሞ የተለያየ የሆነ ገመድ ያስፈልገናል። ምንሸምንበት ከጣውላ የተሰራ መሸመኛ ያስፈልገናል። እንዲሁም ደግሞ ብዙ አይነት እቃዎች ያስፈልጉናል ማለት ነው። ሽመና ለመስራት በዛ መልኩ ወደ ታች ወደ ላይ ወደ ታች ወደ ላይ እያረግነ እንትኑን እናራግፈዋለን ማለት ነው። ፀጉሩን ከዛ በኋላ ጥርት ያለ ክር ይሆናል። ያን ክር በመጠምጠም ምን እናደርገዋለን ለተለያየ ነገር ይሆናል ማለት ነው። ለነጠላ ለኮታ ለጋቢ ሚሉት ነገር አለ እናቶቻችን የሚለብሱት ማለት ነው። ወደ ሰርግ ቤት ሲሄዱ እንዲሁም ደግሞ ወደ ለቅሶ ቤት ሲሄዱ ሰው ለመጠየቅ ሲሄዱ የሚለብሷት የሆነ ነጭ ገቢ አለችና ያችን በመልበስ ነው የሚሄዱና። የአያቶቻችን እንደዛ ያደርጉ ነበር ምስኪን አያቶቻችን እና በዛ ጊዜ እንደዛ ነበር። የጎንደር ሰው በብዛት እንደዛን ነው የሚያደርገው ለማለት ነው። ብቻ እና ደስ የሚል ጊዜ ነበረ የድሮ ጊዜ። ሸማኔዎች ብዙ ብር ያገኙ ነበር ብዙ ገንዘብ ያገኙ ነበር አሁን ላይ ግን ያን ያህል ገንዘብ አይገኝም ደሃዎች ናቸው። ድህነት ተዋርሶናል። የምንሰራው ምንድነው? ከባድ የሚባሉ ስራዎችን ነው እንደ ልብስ ሱሪ አይነት የውጭ ሀገር ልብሶችን ከቻይና የሚመጡ የሚገቡ ኢምፖርት የሚደረጉ ወደ ሀገር ውስጥ የሚገቡ ልብሶችን በዛ ነው እየተጠቀምን ያለነ እና ያ የድሮ ባህል። እየጠፋ የመጣ ይመስለኛል እኛ ሀገር በተለይ ጠፍቷል ያ በዓል ማለት ነው። ያ የሚያሳዝነው በዓል በእጃችን የምንሸምነው ነገር ጠፍቷል። አሁን ማሽን መጥቷል እና በማሽኑ እየተሸመነ ያለው ሁሉ ነገር። ሸማኔዎች ስራ አጠዋል ሸማኖች አሁን የልብስ ነጋዴ ሆኗል። ሽመናቸውን ጥለውና በዛ ነበረ የሚደረግና ሸንበቆ በተለይ ሸንበቆ ለሽመና ያስፈልጋል አንድ የረሳሁት ነገር ሸምበቆ። ለሽመና ያስፈልጋል ሸምበቆ በመቆረጥ ነበረ ለሽመና መሳሪያ የሚሆን ማለት ነው። ለሸማኔዎች ትልቅ የሆነ ገቢ ያገኙ ነበር በዛ ሰዓት ማለት ነው። እና እኛን ያሳድጉነም ያው በሽመና ያገኙትን ብር ነው። እኛን ሲያበሉና ሲያጠጡና የነበረ ማለት ነው ትምህርት ቤት ሲያስተምሩን ነው የነበረ። ሽመና በሽማኔ ገንዘብ ነበረ ሽመና እየሰሩ ነበር ራሳቸው ተርበው ነበር እኛን ያሳድጉና ለማለት ነበረ። ይኸው ጊዜ ይሮጣል ለማለት ነው። ያ አሁን ይሄ ይሄ ነበረኝ አመሰግናለሁ። አየህ

አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ እኔ ብዙ የስራ ግንኙነቶችን እፈጥራለሁ በተለይ የኔ ድርጅት ከሌላ ድርጅቶች ጋር እንዲገናኝ የኔን የሆኑ ምርቶች ለማስተዋወቅ እለፋለሁ ማለት ነው እንዲሁም ደግሞ የእነሱን ምርቶች በመቀበል ጥሩ የሚባል የስራ ግንኙነት በሁለት ድርጅቶች መካከል እንዲኖር እጥራለሁ ማለት ነው እንዲሁም ደግሞ ሰራተኞችን በመሳብ የኔ ስራ ጥሩ ነው የኔ ስራ ቀላል ነው እያልኩኝ ሰራተኞችን ወደ እኔ ድርጅት እንዲመጡ ብዙ እለፋለሁና ብዙ እሰራለሁ የማደርገው ነገር ይሄ ነው እኔ እኔ አለቃ እያለሁ ሰራተኞችን አመጣለሁ እንዲሁም ደግሞ ሰራተኛ እያለሁ ምን አደርግ ነበረ ብዙ ነገራቶች የስራ ግንኙነቶችን በመፍጠር ሰዎችን ወደ እኛ ስራ በማምጣት እንዲሁም ደግሞ ቲፕ በመስጠት የኛ የኛን ስራ ያስተዋወቀ ትልቅ የሆነ ገንዘብ ይኖረዋል እያልኩኝ ቲፕ በመስጠት የተለያዩ ነገራቶችን በመደጎም ገንዘብ በመክፈል ምን እናደርገው ነበረ ስራዬን ድርጅቴን አስተዋውቅ ነበረ ማለት ነው ከዛ አሁን የስራው መሪ ስሆን ዋና አስተዳደሪ ስሆን ምን ማድረግ ጀመርኩኝ ድርጅቴን የኔን ኩባንያ ከሌላ ኩባንያዎች ጋር ግንኙነት እንዲኖረው አብሮ እንዲሰራ ተያይዘን እንድናድግ በሚል በዛ መልኩ የስራ ግንኙነቱ የስራ ግንኙነቴን አዳብሬያለሁ ማለት ነው እንዲሁም ደግሞ ወደ ውጭ ሀገር ካለው የካምፓኒ የድርጅት ኩባንያ ጋር በመገናኘት ወደ እኛ ሀገር መጥቶ የሚፈልገውን የኛ ሀገር ግብአት ወደ እሱ ሀገር እንደሚሄድና እንዲሁም ደግሞ የገንዘብ ደግሞ ትንሽ የሆነ ክፍያ ብቻ እንደምንጠይቀው ይሄን ሁሉ ነገር አሳምነን አሳምኜ እንዲሁም ደግሞ እሱ ደግሞ አንዳንድ ነገራቶችን ለመቀበል የእሱን ሀገር ያለውን ማንኛውም ሸቀጣ ሸቀጥ ወደ ሀገር እንዲገባ በማለት በማድረግ ኩባንያና አሰፋለሁ ማለት ነው እና በዚህ መልኩ የስራ ግንኙነት እየፈጠርኩ ነው ያለ ማለት ነው እንደ አለቃነቴ ማለት ነው እንደ ሰራተኛነቴ ደግሞ ያው ተናግሬያለሁ ቅድም እና በዚህ በዚህ መንገድ እንትን እንለዋለን ማለት ነው የስራ ግንኙነቶችን መፍጠር ለምን ይጠቅማል ካልነ የስራ ግንኙነቶችን መፍጠር ትውውቅን ያመጣል ባህልን ደግሞ እንድንላበስ ያደርጋል ለምሳሌ የሰውን ባህል የሌላ ሀገር ባህል ካለ ወደ እኛ ሀገር ባህል በማምጣት የባህል ትውውቅ እንዲኖር ያደርጋል ማለት ነው ሀገራት ከሀገራት የባህል ትውውቅ እንዲኖር ያደርጋል የቱሪስት መስህብ እንዲኖር ያደርጋል እና ብዙ ነገራቶች ለሀገራችን የሆነ ስነ ምጣኔ ሀብት ይጠቅማሉ ብዬ አስባለሁ ማለት ነው ሲቀጥል ደግሞ ምን ይጠቅማል የስራ ግንኙነቶችን ካልነ የስራ ግንኙነቶችን መፍጠር ምን የሚጠቅም ነገር አለ ካልነ ትልቅ የሆነ የሰላም መስፈን እንዲኖር ያደርጋል ማለት ነው በሁለት ሀገራት መካከል ትልቅ የሆነ የሰላም ጉዳይ እንዲቀረፍ ያደርጋል ሁለት ሀገራት እንዲስማሙ እንዲዋደዱ የወደፊት ስራዎችንም አብረው እንዲሰሩ እንዲቻቻሉ እንዲከባበሩ ያደርግልናል ማለት ነው የስራ ግንኙነት ሲኖር አንድ ሀገር ከአንድ ሀገር የስራ ወይም ደግሞ የስራ ግንኙነት ካላት አንድ ሀገር ከሌላ ሀገር የስራ ግንኙነት ካላት ያው ያን ሀገር ለማስቀየም አትፈልግም ማለት ነው ምክንያቱም ብዙ ሸቀጦች ስለሚቀሩባት ብዙ መሳሪያዎች ብዙ የሆኑ ጥቅማ ጥቅሞችን ከዛች ሀገር ስለምትፈልግ መጣላት አትፈልግም ማለት ነው እና ያው እርስ በእርሳቸው የሚጠቃቀሙ ሀገሮች ሊጣሉ አይፈልጉም ሰላም ነው የሚፈልጉ እንዲሁም አንድ ሀገር ሊያጠቃት ሲመጣ ሊወራት ሲመጣ ያቺኛዋ ሀገር የምትጠቀመው ሀገር ምን ታደርጋለች ትከላከልላታለች ወይም ደግሞ አብራ ከእሷ ጋር ቆማ ትዋጋለች ማለት ነው እንደዚያ ስለሚሆን ይሄ ሁሉ ነገር የሚመጣው በምንድነው የስራ እድል በሚኖርበት ሰዓት ነው ማለት ነው ጥሩ የስራ እድል ሊኖር ጥሩ የሚባል ስነምግባር ያለው የስራ እድል ከሀገራት ጋር ሊኖረን ይገባል እንዲሁ ደግሞ ከሰዎች ጋር ጥሩ የሚባል የስራ ግንኙነት ሊኖረነ መፍጠር ይኖርብናል ማለት ነው እንደዛ ካልሆነ ግን እንጎዳለን ለማለት ነው አመሰግናለሁ ያለኝ ሀሳብ ይሄ ነው

ስንት ኢሜል ትልካለህ ብዙ ኢሜል እልካለሁ በቀን በቀን ሶስት ኢሜል አራት ኢሜል ከተለያየ ሰው ጋር ከመምህሬ ጋር ሊሆን ይችላል እላላካለሁ ማለት ነው እና የምልክበት ምክንያት ምንድነው? ያው የፈለኩትን ነገር ለመጠየቅ ለምሳሌ ስለ ትምህርት ሊሆን ይችላል እንዲሁም ደግሞ ስለ ውጤት ሊሆን ስለ ግሬድ ስንት እንዳመጣው ስንት ምን ያህል መስራት እንዳለብኝ እየተላላኩኝ የጽሁፍ መልእክቶችን እላላካለሁ ማለት ነው። እና በኢሜል ቪዲዮዎችን መላክ አይቻልም የሚቻለው ያው በስልክ መስመር ነው። በጽሁፍ ነው መላክ የሚቻል እንዲሁም ደግሞ ያው በመደወል መገናኘት ነው እንጂ መሆን ያለበት ኢሜልን እንደ ቪዲዮ መጠቀም የለብንም ማለት ነው። ቪዲዮ አይሰራም ኢሜል ላይ ማለት ነው። ኢሜል የምትጠቀሙት ሰዎች በብዛት ትላልቅ ሰዎች ናቸው ወይም የካምፓኒ ድርጅት ባለቤት የሆኑ የተለያዩ ኩባንያዎች ባለቤት ድርጅት የሆኑ ናቸው ማለት ነው ኢሜልን የሚጠቀሙ ያን ኢሜል በመጠቀም ምን ያደርጋሉ? ለፈለጉት ሰው መልእክት ይልካሉ ማለት ነው። ለምሳሌ ስራ መልእክት ስራ ስራህን ወደነዋል እንድትቀጥል እንፈልጋለን ከእኛ ጋር መቀጠል ትፈልጋለህ ወይ ወይም ደግሞ የገንዘብ ገንዘብ ሊልኩህ ሲሉ ያስታውቁታል ማለት ነው። ገንዘብ ልልክ ልንልክልህ ነው ይሄ ካምፓኒ ገንዘብ ሊልክልህ ነው ዝግጁ ሁን እያለ የተለያዩ ነገራቶችን ይልካል ማለት ነው። እና ኢሜል ትልቅ የሆነ ጥቅም አለው ማለት ነው እና ኢሜል መላላክ ያስፈልጋል። ኢሜል የማይላላክ ሰው አብዛኛው ጊዜ ያው በስራው የወደቀ ትልቅ የሆነ ስህተት የሚያገኝ የሚፈጠርበት ይሆናል። እና ኢሜል ስንላላክ ደግሞ የሚጠቅም ነገር ብቻ መሆን አለበት የማይጠቅም ነገር ከሆነ ጥቅም ሊኖረው አይችልም ማለት ነው። እና ያው ይሄው ሆነ ያው ሆነ ኢሜል መላላክ ያስፈልጋል ማለት ነው። አብዛኛው ጊዜ ካምፓኒዎች ኢሜል በሚል በየስራ ኢሜል በሚልኩልን ሰዓት እኛ ዝግጁ መሆን አለብን። ኢሜል ለመክፈት ምንድነው? ማድረግ ያለብን ስማችንን ማስገባት ስልክ ቁጥራችንን ማስገባት የራሳችን መሆኑን ማረጋገጥ ሌላ ደግሞ የሪከቨር ታዳሽ የሆነ ኢሜል አስገባ ይላል ያን ታዳሽ የሆነ ኢሚል ማስገባት ማለት ነው። እንዲሁም ደግሞ የይለፍ ቃል ታስገባለህ በቃ ኢሜል አገኘህ ማለት ነው እና በዛ መልኩ ትላላካለህ ማለት ነው። እዚህ ሀገር ሆነህ ውጭ ሀገር ላለው ሰው ኢሜል እየላክ የፈለከውን ነገር አይዲያም ይሁን አንዳንድ ሀሳቦች እንዲሁ ደግሞ መልእክቶች እየተላላክ ትኖራለህ ማለት ነው። በዛ መልኩ ኢሜል ያስፈልጋል ኢሜል የሌለው ሰው ኢሜል መክፈት አለበት ብዬ እመክራለሁ ሁላችንም ኢሜል ልንከፍት ይገባል። ኢሜል ማለት ያው ብር የምናገኝበት በቀላሉ ገንዘብ የምናገኝበት የሆነ መስሪያ ቤት እኛን ሊገናኝና ከፈለገ የውጭ መስሪያ ቤት እኛን ሊገናኘን ከፈለገ ኢሜል ካለን በኢሜል መልኩ ነው የሚልክልን እና ኢሜል ያስፈልጋል ማለት ነው። ኢሜል ብዙ ስራዎችን ለመስራት እንጠቀምበታለን ብያለሁ አንዳንድ ፍሪላንሰሮችን አይታችሁ ከሆነ በኢሜል በኩል ነው ማንኛውንም ስራ የሚሰሩ ስራ ሲፈልጉ ወደ ውስጥ እንትናቸውን የሚሞሉ ፎርማቸውን የሚሞሉ በኢሜል በኩል ነው። እንዲሁም ደግሞ ማንኛውም ካምፓኒ በቃ ስራ ኢንቨስትመንት ስራ ለመስራት ሲፈልግ በኢሜል ነው እና ኢሜል አሁን ላይ ትልቅ የሆነ የመረጃ አንኳር ነው። በኢሜል ነው ሁሉ ነገር ስልካችን የሚገኘው በኢሜል ነው ማንኛውም ነገር ፎቶ ምናምን ሊሆን ይችላል የክላውድ ማቀመጫ ፎቶአችንን የምናስቀምጥበት ፋይላችንን የምናስቀምጥበት ይሄ ሁሉ ነገር ከእኛ ጋር የሚያያዘው ኢሜል ሲኖረን ነው። እና ኢሜል ከሌለ እነዚህን ችግራቶች ሁሉ እናጣለን ማለት ነው። እና ኢሜል ልንከፍት ይገባናል ማለት ነው። አመሰግናለሁ

በፍጥነት መተየብ ትችላለህ? በፍጥነት መተኛ ትችላለው። አዎ፣ አብዛኛው ጊዜ እንቅልፍ ሲመጣ በፍጥነት መተኛት እችላለሁ። ሀሳብ ከሌለኝ፣ ምንም ጭቀት ከሌለኝ አልጋዬን አመቻችቼ በፍጥነት እተኛለሁ ማለት ነው። ያን የማደርግበት በሰላም ለመንቃት፣ ቶሎ ወደ ስራ ለመሄድ ስለሚያስፈልገኝ በጊዜ ተኝቼ በሰአቱ መነሳት አለብኝ። እና ያን የማደርገው ደግሞ ያው ቶሎ በመተኛት ነው ማለት ነው። ምሳዬን በል፣ እራ፣ እራቴን እበላና አልጋዬን አዘጋጅቼ፣ ስልኬን አጥፍቼ፣ መብራቴን አጥፍቼ መተኛት አለብኝ። ከዛ በኋላ በሰአቱ ተነስቼ ወደ ስራ ለመድያ ይችለኛል። እና እፍጥነት የማይተኛ ሰው ምንድነው ችግሩ? ምን ሊመጣበት ይችላል? ብለን በምንጠይቅ ሰዓት ወደ ስራ አርፍዶ ሊገባ ይችላል። ለምሳሌ ስምንት ሰዓት፣ ማታ ስምንት ሰዓት ወይም ስድስት ሰዓት የሚተኛ ሰው የሚነሳው ጠዋት ሶስት ሰዓት፣ አራት ሰዓት ነው የሚነሳው እና ስር፣ ስራ፣ ስራ ያመልጠዋል። እንዲሁም ደግሞ ተማሪ ከሆነ ደግሞ ትምህርት ቤት ይረፍድበታል። በዛ ምክንያት ያው ህይወቱ ያስጠላዋል ማለት ነው። ቀኑን ደግሞ ንቁ ሆኖ አይውልም ሰዎችኮ ንቁ ሆኖ የሚውሉ ምን ሲያደርጉ ነው? በፍጥነት ተኝተው ጠዋት ማልደው ሲነሱ ነው። የዛን ጊዜ ነው ንቆ የሚሆነው፣ አእምሯቸውን ንቁ የሚሆን በዛ ሰዓት ብቻ ነው። ያለምበለዛ ይቸገራሉ፣ ብዙ ችግራቶችን ያመጣባቸዋል ማለት ነው እና በስርዓት፣ በፍጥነት መተየብ፣ መተኛት አለብን ለማለት ነው ያሰብኩት። ህፃናቶች ስንት ሰዓት ነው የሚተኙ ካልን? ህፃናቶች ሁለት ሰዓት ወይም ደግሞ አንድ ሰዓት ከምሽቱ ይተኛሉ። ከተኙ በኋላ ስንት ሰዓት ነው የሚነሱ? አስር ሰዓት ወይም አስራ አንድ ሰዓት ነው የሚነሱ እና እነሱ ትልቅ የሆነ ጠቀሜታ አለ። አእምሮአቸውን ንቁ ይሆናል ማለት ነው። አባቶቻችን ስንት ሰዓት ነው የሚተኙ ካልን? አባቶቻችን ቶሎ ብለው ነው የሚተኙ፣ ምክንያቱም ጠዋት ወደ ስራ ተነስተው ሊሄዱ ስለሆነ ቶሎ መተኛት አለባቸው። እናቶቻችን ደግሞ አርፍዶ ነው የሚተኙ፣ አርፍዶ የሚተኙበት ምክንያት ምንድነው? ማታ ማታ ስለሚሰሩ፣ የተለያዩ ስራዎችን በመስራት ስለሚያመሹ ጠዋት ደግሞም ሲነሱ ደግሞ ቶሎ ብሎ ነው የሚነሱ፣ ቁርስ ሊያዘጋጁ ይችላሉ። የተለያዩ፣ የተለያዩ ስራዎችን ለመስራት፣ ልጆችን ወደ ትምህርት ቤት ለመሸኘት ይሄን ሁሉ ነገር ለማድረግ አምሽተው ተኝተው ማልደው ይነሳሉ። እና እናቶች ትልቅ የሆነ ቦታ አላቸው ማለት ነው፣ ለእናቶች ማዘን አለብን። እናቶችን፣ ለእናቶች ቶሎ እንዲተኙ እኛ የእነሱን ስራ መስራት አለብን። አንዳንድ ጊዜ መተጋገዝ ያስፈልጋል በእናትና በልጅ መካከል ትልቅ የሆነ መተጋገዝ ያስፈልጋል። እንደዛ ከሌለ ግን እናቶቻችን ያው ይሰቃዩብናል ማለት ነው። እናት ማለት ደግሞ አምጣ ያሳደገች ጥሩ የሆነች ለልጇ የምትሳሳ፣ ከነፍሷ በላይ ለልጇ የምታስቀድም የሆነች እናት ናትና ልናስብላት ይገባል ማለት ነው። የእናት ፍቅር ገደብ ስለሌለው ማለት ነው እና እባካችሁ እናታችሁን በስርዓት እንድትተኛ አድርጉ ማለት ነው። በስርዓት ተኝታ በስርዓት እንድትነሳ አድርጉ፣ አታስቸግሩ ለማለት እወዳለሁ። እና ሁላችንም በስርዓቱ እንተኛ፣ በሰአቱ እንተኛ። በሰአቱ በምንተኛበት ሰዓት በሰአቱ እንድንነቃ ይረዳናል ማለት ነው። ያን በሰአቱ ከነቃን ደግሞ ወደ ስራ ሳናረፍድ ለመሄድ ይመቸናል። እና እባካችሁ ስነ ስርዓት ይኖራችሁ፣ አምሽታችሁ አትተኙ፣ በሰአቱ ተኝታችሁ በሰአቱ ተነሱ ለማለት እወዳለሁ። አመሰግናለሁ።

በመስመር ላይ ትማራለህ? አዎ እኔ በመስመር ላይ እማራለሁ የት ላይ የትም ቦታ ብሄድ እየተማኩ ነው የምሄድ። እንዲሁም ደግሞ ዋይፋይ በምጠቀም ሰዓት ያው ትምህርት ከፍቼ ኦንላይን ትምህርቶችን እከታተላለሁ ማለት ነው። የትም ቦታ ብሆን በመስመር ላይ መማር ምን ይጠቅመኛል የትም ቦታ ብትሆን። ያ ትምህርቱ ይጠቅምሃል ማለት ነው ያ ዋይፋዩ ያ ትምህርቱ አያመልጥህም በፈለከው ቦታ ሳትቀመጥ ብቻ አንተ ስልክህን በመክፈት መማር ትችላለህና ጥቅም አለው ማለት ነው። የተለያዩ እውቀቶችን እንዲያዳብርና ይረዳል። በመስመር ላይ መማር ለእኛ ብቻ ሳይሆን ለህፃናትም ይጠቅማል ለተለያዩ ሰዎች ይጠቅማል። እና ያው ችግራችን ደግሞ ይፈታልናል ማለት ነው እና እንዲሁም ጭንቀት አይኖርብንም ፈተና በሰላም እናልፋለን። ያን ያህል የሚያስፈራ ነገር አይኖርም እውቀት እያዳበርን እንመጣለን ማለት ነው በጊዜ ሂደት። እውቀቱ አካብቶ ያው እንድናድግ እንድንበለጽግ ያደርገናል ማለት ነው የተለያዩ ስራዎች ላይ እንድንሰማራ ይረዳናል እና። በመስመር ላይ መማር ያስፈልጋል ማለት ነው አንዳንዴ በመስመር ላይ መማር ያስፈልገናል። ሁሌ በአካል ብቻ ቁጭ ብለን ስንማር ያው ብዙ እውቀቶች አናገኝም ጊዜም ላይኖረን ነው ይችላል ግን እየሰራንም ደግሞ እንድንማር። ስልካችንን ከፍተን መሆን አለበት ማለት ነው ኦንላይን ስራ መከታተል ኦንላይን ትምህርት መከታተል አለብን ማለት ነው በመስመር ላይ በዚህ መልኩ መማር አለብን። በመስመር ላይ መማር ትምህርትን ብቻ ነው ወይስ የተለያዩ ነገራቶችን ነው? ስንል የተለያዩ ነገራቶችንም ያካትታል ለምሳሌ የሙያ የሆነን ሙያ የሆነን የምናዳብርበት ማንኛውንም ስራ ሊሆን ይችላል። ጠውላ ስራ ሊሆን ይችላል ፈርኒቸር እንዴት እንደሚሰራ መኪና እንዴት እንደሚስተካከል ማሽን እንዴት እንደሚሰራ? ላውንደሪ ሲበላሽ እንዲሁም ደግሞ የተለያየ ቴሌቪዥን ሲበላሽ ኤሌክትሮኒክስ ጥገና ሊሆን ይችላል። ይሄን ሁሉ ነገር መስመር ላይ ውለ መስመር ላይ ሆነን መማር እንችላለን ማለት ነው። ትምህርት ብቻ አይደለም የተፈለገበት ከዚህ ማንኛውም የሙያ ስራ የተፈለገበት ሁሉን ስራ የሙያ ስራ የሚባለውን ሁሉንም ስራ ያጠቃላል ማለት ነው። እና ይኸው መማር በመስመር ላይ መማር ያስፈልጋል እኔ ብቻ ሳይሆን የምማረው ሁሉም ሰው እንዲማር መጋበዝ አለብኝ ማለት ነው። እና ትምህርት ደግሞ ጥቅም አለው ትምህርት ያልተማረ ሰው ምን ይሆናል? ብዙ ችግሮችን ያጋጥሙታል መጥፎ የሆነ ችግር ላይ ይወድቃል ድህነት ውስጥ ይገባል ስራ መቀጠር አይችልም። ሊሰራ የሚችለው ያው መሸከም ነው እየተሸከመ ህይወቱን ማስተዳደር ደግሞ በጣም ይከብደውና በየጊዜው እየተሸከመ የሚያመጣው ብር ስለሚከብደው እና ኑሮ ሲከብደው የዛን ጊዜ ወደ ሌብነት ይገባል ማለት ነው። እና አብዛኛው ሌቦች አሁን ሌብነት እየሰረቁ ያሉ የሌብነት ስራን ተደራጅተው እየሰሩ ያሉ በብዛት ትምህርት ያልተማሩ ናቸው። ንቀውት ስራ ሲሰሩ የነበሩ እንዲሁም ደግሞ ትምህርት ቤት ሲቀልዱ የነበሩት ሰዎች ናቸው ማለት ነው። አሁን እያስቸገሩ ያለ እነዛ ተማሪዎች ናቸው አሁን የሰው ንብረት እየቀሙ ሀንግ እየሰሩ የተለያየ ነገር እያደረጉ ገንዘብ የሚወስዱ ያልተማሩ በዛን ጊዜ ያልተማሩ ልጆች ነበሩና አሁን ላይ ግን ትምህርት ጥቅም አለው ማለት ነው። ሁላችንም መማር አለብን እና በማለት ምክሬን ለመጨረስ እወዳለሁ። አመሰግናለሁ

አዎንታዊ አስተያየት ተቀብለህ ታውቃለህ አወ አዎንታዊ አስተያየትም ይሁን አሉታዊ አስተያየት እቀበላለሁ። የሰውን ንግግር አከብራለሁ ማንኛውም ሰው ሲናገረኝ አንገቴን ጀፍቼ ነው የማዳምጠው ጥሩም ሆነ መጥፎ ምላሽ የምሰጠው ከተናገረ በኋላ ነው። በበነገተው ወይም ደግሞ ከሆነ ደቂቃ በኋላ ለዛ ምላሽ እሰጣለሁ እንጂ ቶሎ ምላሽ አልሰጥም። ቶሎ ለመጥፎ ነገር መጥፎ ለሚያናግረኝ ሰው ለሚያናግረኝ ሰው መጥፎ ንግግር አልናገርም ማለት ነው። ጊዜዬን ጠብቄ እንዲሁም በመፍትሄ የሚፈታ ከሆነ ችግሩ የሚፈታ ከሆነ በአግባቡ ተቀምጠን እንድንፈታው። ከተለያዩ ሰዎች ጋር ተቀምጠን እየተወያየነ ችግሩን ለመፍታት እንሞክራለን። እንጂ እኛ በጭራሽ እኔ በጭራሽ አሉታዊ የሆነ አስተያየት አስወግጄ አላውቅም ሁሌም እቀበላለሁ። ከሰማሁ በኋላ ያው በፍቅር እመልስላችቸዋለሁ ማለት ነው እንዲረጋጉ። እንዲሁውም ደግሞ ቀስ ብለን እንድናወራው ነገሩን በመጥፎ ወይ ከተረዱት እኛ በጥሩ መንገድ እናስረዳቸዋለን ማለት ነው። ያ ነው የማንነት የጥሩ ማንነት ተምሳሌት መሆን የምትፈልግ ከሆነ እንደዚህ አይነት ሰው መሆን ያስፈልጋል ማለት ነው። እና ያው አሉታዊም ይሁን አዎንታዊ ምላሾችን መመለስ ያስፈልጋል ማለት ነው። ማንም የስራ ባልደረባ ስራ ላይ ሊሆን ይችላል። እንዲሁም ደግሞ ቤተሰብ ውስጥ ሊሆን ይችላል። እንዲሁም ስፖርት ቤት ውስጥ ሊሆን ይችላልና አሉታዊ የሆነ አስተያየት። በምን በምንቀበል ሰዓት ምንድነው? ማድረግ ያለብነ ጥሩ የሆነ ነገር መመለስ አለብነ ይሄ ሃይማኖታችን ያስተምረናል ማለት ነው። ትውልዳችን ያስተምረናል ባህላችን ያስተምረናል እና መቻቻል መከባበር አለብን ብዬ አምናለሁ እኔ ማለት ነው። እና ሁሉንም አስተያየቶች መቀበል አለብን እኛ ሰው እንደመሆናችን ማንኛውም ወደኛ የሚሰነዘሩ ሀሳቦችን በፍቅር መቀበል አለብነ። ምንም ችግር ሳይኖርብን በስርዓት የሚፈቱ ከሆነ በስርዓት ለመፍታት መሞከር። ካልሆነ ደግሞ ያው ያው ገደቡን ወይም ደግሞ በአግባቡ መጣላት መሆን አለበት። ከመጠን በላይ የሆነ ጠብ መፈጠር የለበትም ማለት ነው። ከሰው ጋር ሰው ያጠፋል ሰው ይሳሳታል። ግን ያ ሰው በአግባቡ ነው ሊነገረው የሚገባ እንጂ። በዚህ በሚቆጣ ወይም ደግሞ በሚያስጠላ በሆነ መልኩ መነገር የለበትም። እና መጠንቀቅ ያለብን ይመስላል እኛ ሁሉን ነገር ስናደርግ ማንኛውንም ነገር መጥፎ ነገር ስናይ ስንከለክል በጥንቃቄ መሆን አለበት ለማለት እወዳለሁ። ያለኝ ሀሳብ በዚህ ዙሪያ ይሄ ነው እንዲሁ በአንድ ነገር የምጨምረው ነገር አስተያየት ምን ማለት ነው? አስተያየት ማለት ለአንድ ሰው አንድ ሰው ለአንድ ሰው ያለው ምንነት ወይም ደግሞ የሚያስበው ነገር ነው አስተያየት የምንለው ማለት ነው። አንድ ሰው ጥሩ ካሰበ ጥሩ አስተያየት አለው ይባላል። መጥፎ ካሰበ መጥፎ ካሰበ ደግሞ መጥፎ አስተያየት አለው ይባላል። እና አስተያየት የምንለው ነገር በነገራቶች የተገደበ ነው ማለት ነው ጥሩም መጥፎም ሊሆን ይችላል አስተያየት ለማለት ነው። እና ጥሩ አስተያየት ጥሩ አስተያየቶችን ብቻ መቀበል ሳይሆን መጥፎ አስተያየቶችንም መቀበልና ማክበር አለብን ማለት ነው። ያን የምናደርገው ለመመርመር ማለት ነው። እውነቱን ነው ወይስ አይደለም ብለን? ያ ሰው ለምሳሌ ስለኛ መጥፎ ነገር ሲያወራ እውነቱን ነው ወይስ አይደለም ብለን? ቆም ብለን እንድናስብ እንድንመረምር ያደርገናል ማለት ነው። ይሄ መጥፎ የሆነ አስተያየት መቀበል ማለት ነው። ያ አስተያየት መቀበል እና ያ ነው እኔ ጋር ያለኝ ሀሳብ እወዳችኋለሁ። አመሰግናለሁ

ቀርከሃ በአካባቢው ያድጋል ቀርከሃ በአካባቢያችን ያድጋል ምክንያቱም የኛ አካባቢ በጣም ውሃ ስላለ ውሃ አካባቢ እርጥባማ ቦታ ስለሆነ ቀርከሃ ብዙ ቀርከሃዎች ያድጋሉ እንዲሁም ደግሞ ከርቀሃዎች ለተለያየ ነገር። እንጠቀምባቸዋለን ማለት ነው። እና በጣም የሚያምሩ የሆኑ ቀርቃሃዎች ናቸው እኛ አካባቢ የሚያድጉት ቀርከሃ ስንል ምን ማለታችን ነው ይኸው ቀርከሃ ማለት ይኸው ከመሬት የሚበቅል የሆነ የሚያምር የሆነ ያው ለብዙ ነገራቶች የሚያገለግል የሆነ ቀርከሃ ነው ማለት ነው። አንዳንድ ጊዜ ደግሞ ቀርከሃ መጥፎ የሚሆንበት አካባቢ አለ። ነገር አለ ቦታ አለ እሱም ደግሞ ቤት ቤት ውስጥ በሚሆንበት ሰዓት ቀርቃሃ መጥፎ ይሆናል ማለት ነው። እና ቤታችን ውስጥ ለማሳደግ መሞከር የለብንም። ቀርከሃ ቤት ውስጥ ሲጀመር ምን ይሰራል? እጽዋት እጽዋት ውጭ ነው ወይም ደግሞ ግቢ ነው መሆን ያለበት እንጂ ቤት ውስጥ ምን ይሰራል? ቀርከሃል እና ቤት ውስጥ የሚያደርጉ ስለማውቅ ነው ስለገጠሙኝ ነው። ቤት ውስጥ እያደገ በሚመጣ ሰዓት ምንድነው የሚፈጥር? ምን አይነት የሆነ የእንስሳ ወይም ደግሞ የተለያዩ ነፍሳት ጥርቅም ነው የሚሆነና ቤት ውስጥ ማድረግ የለብንም። ግቢ ውስጥም እንዲሁም ደግሞ ማድረግ የለብንም። ትንሽ ራቅ ማድረግ አለብን ከግቢያችን ማለት ነው። እና ወይም ደግሞ በጓሮ በኩል ማድረግ አለብን ለማለት ነው። ያ ሆኖ ይሄም ቀርከሃ ጥቅም አለው ለማለት ነው ያስፈልጋል። ሁላችንም ቀርከሃ ሊኖርና ይገባል ማለት ነው። በእኛ ሰፈር ቀርከሃ አለ እንዲሁም ደግሞ በአንዳንድ አካባቢዎች ቀርከቃ አለ ያድጋል በዛ ውስጥ። እንዲሁም ደግሞ እርጥባማ ነው ለተለያዩ እንስሳቶችም ለምግብነት ይሆናል። ውሃ እየመጣው ሲመታ ዝናብ እየመጣው እየመታው ሲመጣ እያደገ ይመጣል እድገቱ እየጨመረ ይመጣል። እና በብዛት ደግሞ እኛ አካባቢ እንዳልኩት እርጥባማ ስለሆነ ዝናብ ስለሚዘንብ ቀርከሃ የማደግ እድል አለው ማለት ነው። እና ቀርከሃ አብዛኛው ጊዜ በእኛ ሰፈር አለ በእኛ መንደር አለ ግን። ቤት ውስጥ ሳይሆን መንደራችን ውስጥ ነው። ያልኩኝ እና አንዳንድ ጎረቤት አንዳንድ ጎረቤቶቼ ደግሞ ከመንደራቸው በኋላ ከቤታቸው ጀርባ ያሳድጉታል። ቀርከሃን እና ብቻ በዛ ማለብ በዚህ። ቀርከሃ ከእኛ ሰፈር አለ ማለት ነው እና ያለኝ ይሄ ነው። አመሰግናለሁ

ቀልድ መናገር ትወዳለህ? አዎ ቀልድ መናገር እወዳለሁ እንዲሁም በጓደኞቼ ዘንድ እኔ ቀልደኛው ሞባረክ እባላለሁ ማለት ነው። ምክንያቱም የተለያየ ቀልድ ስለማወራቸው አንድ ቀልድ እስኪ ልናገር አንድ ቀልድ። ልናገር እስቲ ንጉስና የሆነ አንድ ንጉስና ባልደረቦቹ ነበሩና ያ ንጉስ ምን ያደርጋል? ያው በእንቅልፉ ምን ያህል በእንቅልፉ በተኛበት በህልሙ ምን ያህል ጥርሱ ሲረግፍ ያየዋል ማለት ነው። እና ሁሉ ጥርሱ ሲረግፍ ያያል። የዛን ጊዜ በእንቅልፉ በመነሳት ደንግጦ ምን ይላል? ያው ባል ደረቦቹን ሰራተኞቹን ምን ይላል? ቶሎ ብላችሁ ህልም የሚፈታ ሰው ይዛችሁልኝ ኑ ይላል። እዛ ያው ባልደረቦቹ በመዞር ከተማውን ሁሉ በመዞር ገጠር ውስጥ በመግባት አንድ ህልም ፈቺ አመጡ አገኙና እሱን ይዘውት ወደ ንጉሱ ይወስዱታል። ከዛ በኋላ ንጉሱ ሲል ጠየቀው እንደዚህ ብሎ ጠየቀው በህልሜ ጥርሴ ረግፎ ሲያልቅ አየሁት እና ምንድነው ፍቺው? ብሎ ሲጠይቀው ምን አለው? ያ ህልም ፈቺ አይ መጥፎ ዜና ነው። በቅርቡ ትሞታለህ አለው። የዛን ጊዜ መጥፎ ዜና ነው። ቤተሰቦችህ በሙሉ ይሞታሉ አለው። እዛ ንጉሱ በመናደድ ያው ግደሉት ብሎ አስገደለው ማለት ነው። አሁንም ደግሞ ሌላ ይዛችሁልኝ ነው አለና። ሌላ ተፈልጎ ህልም ፈቺ ይዞ ተመጣና አሁን ንጉሱ ምን አለው እኔ እኮ በህልሜ ጥርሴ ሲረግፍ አየሁ አለው። የዚህን ጊዜ ምን አለ ያህል መፈቺው አይ ይሄ መጥፎ ዜና ነው። ቤተሰቦችህ ሙሉ ያልቃሉ ይሞታሉ አለው። የዚህን ጊዜ ተናዶ ግደሉት ብሎ አስገደለው ማለት ነው። ሲቀጥል ደግሞ አሁንም በሶስተኛ ጊዜ ምን አለ የህልም ፈቺ ይዛችሁልኝ ኑ አለ። እንዲሁም ደግሞ ሰራተኞቹ ሄደው ወታደሮቹ ሄደው የህልም ፈቺ ይዘው መጡ። የዚህን ጊዜ ግን ይሄ ህልም ፈቺ ጎበዝና ብለህ ስለነበረ ምን አለ? ጥርሴ ረግፎብኛል ሲለው በህልሜ ጥርሴ እንዳለ ወልቆ ረግፎ ሲያልቅ አየው ሲለው ምን አለ ይሄ ህልም ፈቺ ይሄ ጥሩ ዜና ነው። አለ እንዴት ሲለው ከቤተሰቦችህ ሁሉ አንተ ነህ ረጅም እድሜ አለህ። ምናምን ብሎ አበሰረው። የዚህን ጊዜ ምን አለ? ሸልሞ ምን አድርጎ ሰደደው ማለት ነው። ተረቴን አብሱ አፌን በዳቦ አብሱ

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ ቀዝቃዛ የአየር ሁኔታ የተወደው በማንኛውም ጊዜ ስሆን ሲበርደኝ እንዲሁም ደስ ሲለኝ ስትደስት ሳሳዝን የምፈልገው ምንድነው የቀዝቃዛ የአየር ሁኔታ ነው ማለት ነው። የቀዝቃዛ የአየር ሁኔታ የት አካባቢ አለ? በምንል ሰዓት ዝናብ በሚዘንብ ሰዓት እንዲሁም ደግሞ ማጣ ማጣ ከአስር ሰዓት በኋላ ወይም ደግሞ ከመንጋቱ በፊት ፀሀይ ከመውጣቱ በፊት ምድር በሙሉ አየሩ በሙሉ ምን ይሆናል ቀዝቃዛ አየር ይሆናል ማለት ነው። ሁሉ ነገር ይቀዘቅዛል የበርዳር የዛን ጊዜ ከቤት መውጣት ይከብዳልና እና ቀዝቃዛ አየር በዛ ሰዓት የውለ እንቅልፍ ይጠቅማል። እንዲሁም ደግሞ የተለያዩ ስራዎችን ለመስራት ማንኛውም ስራዎችን በቀን የማንሰራውን ስራ። በቀን የማንሰራውን ስራ ወይም በፀሀይ ጊዜ የማንሰራውን ስራ ቀዝቃዛ በሚሆን ሰዓት አየሩ ቀዝቃዛ በሚሆን ሰዓት ወጥን እንሰራለን እና ትልቅ የሆነ ጠቀሜታ አለው። ይሄ የቀዝቃዜ የአየር ሁኔታ ማለት ነው እና እኔም ደግሞ በጣም እወደዋለሁ። በተለይ ከአስር ሰዓት በኋላ ያለው ከሰአት ከቀጥር በኋላ ከአስር ሰዓት ጀምሮ ሌሊቱን ሙሉ ቀዝቃዛ የአየር ሁኔታ ነው። ያለና በዛ ሰዓት ምን አደርጋለሁ እኔ ወክ እወጣለሁ። እንዲሁም የተለያዩ ቦታዎች እሄዳለሁ ከጓደኞቼ ጋር አሳልፋለሁ። ጌሞችን በመጫወት ቲክቶኮችን በመጫወት በዛ ቀዝቃዛ ሰዓት እውላለሁ ማለት ነው። ሞቃታማ ሲሆን ግን በብዛት ቤቴ ውስጥ ነው የምቀመጠው ሻወር እየወሰድኩኝ ምግብ እየበላሁ ነው የምተኛ እንጂ ከወጣው ምናልባት ምን ላገጥምኝ ይችላል? ፀሀይ ላጋጥመኝ ይችላልና ሰውነቴ ሙሉ በፀሀይ ሊመታ ይችላልና አልፈልግም እኔ አብዛኛውን ጊዜ መውጣት። ቤት ቁጭ ነው ማለት የምፈልግ በዚህ ሰዓት ማለት ነው። አምስት ሰዓት ስድስት ሰዓት ሰባት ሰዓት ስምንት ሰዓት አካባቢ በጣም ፀሀይ ስለሚኖር ቤቴ ውስጥ ነው ቁጭ ብል ከዛ በኋላ ከስምንት ሰዓት ዘጠኝ ሰዓት ከአስር ሰዓት በኋላ ምን አደርጋለሁ? ወጥቼ ከጓደኞቼ ጋር የተለያዩ ቦታዎች የተለያዩ የሚያመምሩ አረንጓዴ ወደሆኑ ቦታዎች እንዞራለን ማለት ነው። እንዲሁም ደግሞ ማታ አብረናቸው እራት እንበላና የተለያየ ትናንሽ መስመር መንገዶችን አብረን ዙረን ከዛ ተመልሰን እንተኛለን ማለት ነው። እንዲሁም ደግሞ ከመንጋቱ በፊት አንድ ሰዓት ከመሆኑ ወይም ሁለት ሰዓት ከመሆኑ በፊት አሪፍ ቀዝቃዛ የአየር ሁኔታ ስላለ እንነሳና ስራዎችን እንሰራለን ማለት ነው። ማንበብ ከፈለግን እናነባለን እንዲሁም ደግሞ የተለያዩ ነገራቶችን ማድረግ ከፈለግን በዛ ሰዓት ተነስተን እንፈጽማለን እና ጥሩ የሆነ የአየር ሁኔታ ነው። ያለው ጠዋት እና ከሰአት ማለት ነው እንዲሁም ከሁለት ሰዓት እስከ ሶስት ሰዓት ወይም ደግሞ ከአስር ሰዓት እስከ አስራ አንድ ሰዓት ያለው የአየር ሁኔታ በጣም ሀሪፍ የሚባል ቆንጆ የሚባል የአየር ሁኔታ የአየር ሁኔታ ነው ያለና ቀዝቃዛ የአየር ሁኔታ ደስ ይላል። በጣም ሲበዛሳ ቅዝቃዜ ያየው ሁኔታ ስንል ለምሳሌ አንተርቲካን ብንወስድ በጣም በረዶማ ነው። ያ ሰፈር ያ አካባቢ ጥሩ አይደለም ለበሽታም ይገልጣል። ማለት ነው እንዲሁም ሰዎች ይታመማሉ የተለያየ የሆነ ጉምፋን ያማችኋል ሰውነታቸው ሁሉ ይደነዝዛል ቆዳቸው ሁሉ ይታመማልና ለሞት ሁሉ ሊደረጉ ይችላሉ ብርድ በጣም ጥሩ አይደለም በሽታን ያመጣል ማለት ነው። እና በጣም የባሰ ቀዝቃዛ የሆነ ጥሩ አይደለም በመካከለኛ የሆነ ቀዝቃዛ የአየር ሁኔታ ነው ደስ የሚል ትንሽ የሚሞቅ ትንሽ የሚበርድ መሆን አለበት በጣም መሞቅ የለበትም በጣም ደግሞ መብረድ የለበትም መካከለኛ መሆን አለበት ማለት ነው። የአየር ሁኔታው ያ የአየር ሁኔታ ደስ ይላል። ጠዋት ላይ በምንመለከት ሰዓት ጠዋት በጣም ቀዝቃዛ ነው አንዳንዴ በጣም የሚቀዘቅዝበት አለ አንዳንዴ ደግሞ የማይቀዘቅዝበት ሰዓት አለ እና በዛ ሰዓት መዝናናት እንችላለን የፈለግነውን ነገር ማድረግ እንችላለን ማለት ነው አንዳንዴ ደግሞ በጣም የሚሞቅበት ሰዓት አለ እሱም ደግሞ መቼ ነው? ከእስከ አራት ሰዓት እስከ ስምንት ሰዓት ያለው ሰዓት በጣም የሚሞቅ ነው። በዛ ሰዓት ስራ መስራት ይከብዳል ስራ ልንሰራ ከፈለግን ቤታችን ውስጥ ነው ብንሰራ ወይም ደግሞ ሱቅ ውስጥ ገብተን ብንሰራ የተመከረ ነው። ካልሆነ ደግሞ መንገድ ላይ ዘርግተን የምንሰራ ከሆነ ወደ ጥላው ትንሽ ጠጋ ማለት አለብን እንዲሁም ደግሞ የምንሰራ ከሆነ ጥላ ጥላ ይዘን መዞር አለብን ነጠላ ዘርግተን ዣንጥላ ዘርግተን መስራት አለብን ነው ማለት ነው። ስራችን እና ወደተለያዩ አስቸኳይ ወደሆኑ ነገራቶች ስራዎች በምንል ሰዓት ምንድነው? ማድረግ ያለብንና ጥላ ይዘን ብንሄድ የተሻለ ነው ከፀሀይ እንዳንመታ ማለት ነው። እና ሞቀታማ የሆነ የአየር ሁኔታ ከባድ ችግርን ያመጣል። በሽታ ያለበት ሰው በሽታውን ይቀሰቅሳል ማለት ነው ቀዝቃዛ የአየር ሁኔታ ግን አንዳንድ ጊዜ ብቻ በጣም ሲበዛ ያማል እንጂ ጥሩ የሆነ የአየር ሁኔታ ነው ያለው ማንኛውንም ነገር ለማድረግ ይረዳናል ማለት ነው። ለማሰብ ይረዳናል እንዲሁም ደግሞ ጣራ ላይ የሚሰሩ ቆርቆሮ ላይ የሚሰሩ ስራዎችን ለመስራት ይረዳናል ማለት ነው። ከሀገር ወደ ሀገር በእግራችን እንድንቀሳቀስ ወደ ፈለግንበት ቦታ እንድንቀሳቀስ ያደርገናል ማለት ነው። የቀዝቃዛ ያየሁኝ ሁኔታ ሲኖር ምቹ ይሆናል እና እኔ በጣም ነው የምወደው ይሄን ቀዝቃዜ አየር ሁኔታ

በመስመር ላይ ሙዚቃ ትሰማለህ? አዎ በመስመር ላይ ሙዚቃ እሰማለሁ አንዳንዴ በተለይ የምሰማው የሙዚቃ አይነት ክላሲካል የሆነ ሙዚቃ አሪፍ የሆነ ሙዚቃ እየሰማው ነው የምጓዘው እና ጊዜዬን በዛ ነው የማሳልፈው አሪፍ ሙዚቃ የሚባለው ምንድነው የሚያካትተው ካልነ ጥሩ ክላሲካሊ የሆነ ልብን የሚነካ እንዲሁም ደግሞ ትምህርት የሚያስተምር የሆነ ሙዚቃ መሆን አለበት ማለት ነው በዛ አይነት እንደዛ አይነት ሙዚቃ ነው እኔ የምጠቀመው እንጂ በጣም የባለጌ የሆነ አሁን ላይ በተለይ ውጮች የሚዘፍኑት አይነት ሙዚቃ አንዳንድ ጥቁር ሰዎች ጥቁር ወንዶች ጥቁር የሆኑ እንትን ወጣቶች የሚዘፍኑት አይነት ሙዚቃ አይደለም የምፈልገው እኔ የምፈልገው ለስለስ ያለ በወንዶች የሚሰራ እንዲሁም ደግሞ በሴቶች በተለይ የሚሰራ በህፃናት የሚሰራ ለስለስ ያለ ሙዚቃ ደስ ይለኛል እሱን በማዳመጥ ያው ጊዜዬን አሳልፋለሁ ደስ የሚል የሆነ እርካታ ደስ የሚል የሆነ የአየር ሁኔታ ይሰጠኛል ማለት ነው እንዲሁም ደግሞ አለም ላይ ያለ ነገራት ቀለል አድርጌ እንደምመለከት ያደርገኛል ማለት ነው የተለያዩ ነገራቶችን ቀላል እንደሆኑ እንዲሁም ደግሞ ስበሳጭ ወይም ደግሞ ሳዝን ያው ይሄ የክላሲካል ሙዚቃ በምከፍትበት ሰዓት እንድረጋጋ ያደርገኛል ማለት ነው እና በጣም የልብ እርጋታ ይሰጣል እኔ ግን ምንድነው ማድረግ አሁን እንደዛ በፊት እንደዛ ሳደርግ ነበር አሁን ግን ደስ የሚለው ነገር ቁርአን እየሰማሁ ነው ጊዜዬን የማሳልፍ እና ሰዎች ግን ለምን ይጠቀሙታል ካልነ ያው ደስታ እንዲያመጣላቸው እንዲዝናኑ ወይም ደግሞ ፍቅር ፍቅር እንዲያጫውታቸው ነው የሚፈልጉት ማለት ነው የሀገር ሙዚቃ ደግሞ የሚባል አለ የሀገር ሙዚቃ ምንድነው ጥቅሙ ካልነ የሀገር ሙዚቃ የሀገር ፍቅር እንዲጨምር ያደርጋል አባቶቻችን እና እናቶቻችን ቅድመ አያቶቻችን ለኛ ብሎ የተዋጉበት ነገር ቀላል እንዳልነበረ ለሀገር የሀገርን ምንነት የሀገርን ፍቅር ያስተምራል ማለት ነው እንዲሁም ደግሞ አንዳንድ ያው አንቂ የሆኑ ሙዚቃዎች አሉ ለተማሪዎች በተለይ ትምህርታቸውን እንዲቀጥሉ ደስተኛ እንዲሆኑ ያው ተስፋ እንዳይቆርጡ ነገራቶች በሚደራረቡ ሰዓት ያው ተስፋ ቆርጠው ቁጭ እንዳይሉ በማለት ወደፊት እንዲቀጥሉ ያው ሃምሳ ፐርሰንት አድርገዋልና መቶ ፐርሰንት እንዲያደርጉት የሚገፋፋ የሆነ የሙዚቃ አይነት ነው ማለት ነው ይሄ የማነቃቂያ ሙዚቃ የሚባለው ማለት ነው እንዲሁም ደግሞ አንዳንድ ሙዚቃዎች ያው የደስታ የጭፈራ አሉ እንዲሁም ደግሞ ልዩ ቀንን ለማክበር በዓላትን ለማክበር የሚሰሩ የሆኑ የሚዘፈኑ የሆኑ የሙዚቃ አይነቶች አሉ ለምሳሌ ያው የአዲስ አመትን ለማክበር የሚሰራ ሙዚቃ አለ የአዲስ አመት ሲመጣ ያው ደስታን ለመግለጽ የሚሰራ በዛ ሙዚቃ ያው መሰረት እንትን የሚባል አለ እንዲሁ ደግሞ አንዳንድ የስፖርት ሙዚቃዎች አሉ የአለም ዋንጫዎች በሚቀርቡ ሰዓት የስፖርት እንደዚህ ለአለም ዋንጫ ተብሎ ምን ይሰራል ሙዚቃ ይሰራል እና አብዛኞቻችን በዛ እንዝናናለን ማለት ነው የአለም ዋንጫ ማን እንደሚበላው ሁሉም ክለብ መሳተፍ እንዳለበት ሁሉም ክለብ የአቅሙን እንዲሁም ደግሞ ደጋፊዎች ደግሞ የአቅማቸውን እየደገፉ መሆኑን ይሄ ሁሉ ነገር ያመላክታል ማለት ነው የአለም ዋንጫ ሙዚቃ እና ብዙ ነገራቶችን በውስጡ አቅፎ ይይዛል ማለት ነው እንዲሁም ደግሞ አንዳንድ ኮንሰርቶች ላይ የሚቀርቡ ሙዚቃዎች አሉ ደስታን ለመግለጽ በማለት ማለት ነው እንዲሁም ድብርትን ለማባረር ደስተኛ ለመሆን ተብሎ ምን ይደረጋል እዛ መድረክ ላይ ተወጦ ይዘፈናልና ይሄ ይሄ ነው የሚደረግ ነገር ማለት ነው አለም ላይ የተለያዩ ሙዚቃዎች ለተለያየ አላማ ተብለው ይሰራሉ እና እኔም ደግሞ የምወደው የነበረ እንዲሁም አብዛኛው ሰው የሚወደው የሙዚቃ አይነት የፍቅር ሙዚቃ ነው እንዲሁም ደግሞ በቃ ደስ የሚል ሙዚቃ ደስታን የሚያመጣ ሰላምን የሚስብ የሆነ ለእንቅልፍ ይጠቀሙበታል በብዛት ማለት ነው ህፃናቶች ይሄን ቢሰሙት አሁን እንቅልፋቸውን ነው የሚተኙበት አይነት ሙዚቃ ነው የሚመቸኝ ማለት ነው እኔ አንዳንድ ደግሞ ወጣ ያሉ ሙዚቃዎች ያው ጥቅም ላይ አይውሉም ስሰማቸው ያስጠላኛል ለምሳሌ በጥቁር አሜሪካኖች የሚዘፈን ሙዚቃ አለ እና ሰው መግደል ሴትን መድፈር ሱስ መሳብ የተለያዩ ሽሻዎችን የተለያዩ ሱሶች ውስጥ መግባት ራስን ማጥፋት በቃ እንደዚህ እንደዚህ አይነት ነገራቶች ነው የሚዘፈኑና በሙዚቃ መልኩ ነው የሚያስገቡብነ ያ ትልቅ የሆነ ጫና ያመጣል ትልቅ የሆነ ችግር ያመጣልና እንደዚህ አይነት ሙዚቃዎችን መስማት ብናቆም የተሻለ ነው ማለት ነው እና መጠንቀቅ ያስፈልገናል እንደዚህ አይነት ሙዚቃ እንዳንሰማ አመሰግናለሁ ያለኝ ይሄ ነው በእኔ በኩል ያው የሚጨመር አንዳንድ ነገር ደግሞ ልጨምር የምጨምረው ምንድነው ለህፃናት እንደዚህ አይነት ሙዚቃ እንዳታሰሟቸው ህፃናት ጭራሽ የብላክ አሜሪካ ሙዚቃዎችን መስማት የለባቸውም ምክንያቱም ያን ነገር በህይወታቸው ያመጡትና ትልቅ ችግር ይደርስባቸዋል ማለት ነው በአእምሯቸውም በአካላቸውም ትልቅ ችግር

የስራ ምግባር ታከብራለህ የስራ ምግባር የተለያየውን የስራ ምግባር አለ ጥሩ የሚባል የሰራ ምግባር አለ መጥፎ የሚባል የሰራ ምግባር አለ ማለት ነው እኔ የሚመቸኝ የማከብረው ጥሩ የሚባለውን የስራ ምግባር ነው ያ ጥሩ የሚባለው የስራ ምግባር ጠቀሜታ አለው እንዲሁም ደግሞ እንደፈለግን ማኔጅ ማድረግ እንችላለን ማለት ነው። መጥፎ የሚባል የስራ ምግባር ግን ከእኛ ጋር መላቀቅ አይችልም እንዲሁም መጥፎ የሚባል ነገር ያስከትልብናል ስራችን ላይ ጫና ሊያመጣ ይችላል ወይም ደግሞ ደሞዛችን ላይ እንዲሁም ደግሞ ስራችን ላይ አደጋ ሊያመጣ ይችላል ልንባረር እንችላለን ማለት ነው። በአለቃችን ውጤታማ እንሆንም ቀልጣፋ እንሆንም ታማኝ አንሆንም እና የስራ ምግባር ሊኖርና ይገባል ማለት ነው። የስራ ምግባር ከለለነ ከለለነ እንዴት ነው? ደንበኛ ልናረካ የምንችል ከደንበኛ ጋር እንዴት ልንግባባ እንችላለን ከደንበኛ ጋር ለመግባባት እኮ ትልቁ መስፈርት። ጥሩ የሆነ የስራ ምግባር ሊኖር ሲኖር ነውና። መጥፎ የሚባል የስራ ምግባር ካለ ግን ደንበኛ ይሳቀቀናል ደንበኛ ሊጠላና ይችላል ማለት ነው እንደዛ ስለሆነ ጥሩ የሚባል የስራ ምግባር። ሊኖረነ እና ይገባል ማስተካከል አለብን ነው ማለት ነው። ጥሩ የሚባል የስራ ምግባር የሌላቸው ሰዎች በብዛት ሱሳም የሆኑ ሰዎች ናቸው መጥፎ ሰዎች ናቸው። እንዲሁም ሲያድጉ አካባቢያቸው ውስጥ ሲያድጉ በመጥፎ ሁኔታ ያደጉ ዜጎች ናቸውና እነዛ ሰዎች የስራ ምግባር የላቸውም። ጋጠ ወጥ ብለን እንጠራቸዋለን እና እንደዛ መሆን የለበትም። ጥሩ የሚባል የስራ ምግባር የሰራ ምግባር ሊኖረን ነው ይገባል ስነ ምግባር። ከሌለ እኛ እንጎዳለን ማለት ነው። እኛ ብቻ ሳይሆን ቤተሰቦቻችን ሁሉ እኛ የምናስተዳድራቸው ሰዎች በሙሉ በእኛ ስር ያሉ ይጎዳሉ። እንደዛ መሆን የለበትም ማለት ነው። ገንዘብ ከፈለግነ አንገታችንን ድፍተን ስነምግባራችንን አስተካክለን መኖር አለብን ነው ማለት ነው። እና መስራት አለብን እንደዛ ሲሆን ነው ገንዘብ የሚገኘው እንደዛ ሲሆን ነው ሰው የሚሆነው። እንደዛ ካልሆነ ገንዘብም አናገኝም። እንዲሁም ደግሞ ስራችንንም ደግሞ መጠበቅ አንችልም። እንደዛ እንዳይሆን እባካችሁ መልፋት አለባችሁ ማለት ነውና። ያው ችግር የለም። አንዳንድ ሰዎች በተፈጥሯቸው መጥፎ ነጭናጫ የሆኑ ሰዎች ያጋጥሙናል እና እንደዛ እነዛ ሰዎች በሚያጋጥሙን ሰዓት ለመታገስ መሞከር ታግሰን ያው አእምሮአችንን እንደ ምንም ብለን ለማስተካከል መሞከር አለብን ነው ማለት ነው። አሉታዊ ምላሽ ለመመለስ መሞከር አለብን። እና መታገስ አለብን እንደዛ ሲሆን ስራችን ይቀጥላል ገንዘባችን ይቀጥላል። ግን ተናድን በምንናገር ሰዓት ያን ሰው በምንናገረው ሰዓት ለስከስራ ልንባረር እንችላለን ማለት ነው። ደሞዛችን ቀረ ስራችን ቀረ። ቤተሰቦቻችን ደግሞ ከስሮቻችን ያሉ ቤተሰቦቻችን ይራባሉ። ሁሉ ነገር ያልቃል ማለት ነው። እንደዛ እንዳይሆን መጠንቀቅ አለብንና እባካችሁ ጥንቃቄ ያስፈልጋል። ሁሌ መጠንቀቅ አለብን ለማለት እወዳለሁ ማለት ነው። ምን አይነት ስራዎች ነው እንደዚህ አይነት የስራ ምግባር የሚያጎድሉ ካነ? ለምሳሌ ሱቅ ስራ ሱቅ ስራ በምትሰራበት ሰዓት ደንበኛ መጥቶ አንድን እቃ ስጠኝ ይልሃል ያን ከሰጠህ ያን ከሰጠህ ያን ከሰጠኸው በኋላ አልፈልግም ውሰድልኝ። ይልሀልና በዛ ሰዓት ልትናደድ ትችላለህና። ያው መናደድ የለብህም ለማለት ነው። እንደዛ ከሚሆን ውሰድልኝ ካለ ትወስድለታለህ አምጣልኝ ካለ ደግሞ ታመጣለታለህ እንደዛ ነው መሆን ያለበት። ከአቅምህ በላይ ከሆነ ያው አለቃ አለቃ ካለ ለአለቃህ መናገርና ነገሩ እንዲፈታ ማድረግ ይቻላል ማለት ነው። እና በዚህ መልኩ ደንበኛ ልታስተናግድ ትችላለህ። መጥፎ እና ጥሩ ደንበኛ ስለሚያጋጥምህ። ሁልጊዜ ቀኑን ሙሉ ጥሩ ደንበኛ ወይም ኖርማል ደንበኛ ይመጣል ብለህ ማሰብ የለብህም መጥፎም ደግሞ ይኖራል ብለህ ማሰብ አለብህ ማለት ነው ሊመጣ ይችላል። እና ይሄን ሁሉ ነገር መቋቋም ግድ ይላል ማለት ነው። ወንድ ልጅ ስለሆንክ በተለይ ወንድ ከሆንክ። ሴት ከሆነች ሴትን አብዛኛው ጊዜ እንደዚህ አይነት ነገር አይገጥማትም። በሴቶች ሴት በሴት ምናልባት ሊገጥማቸው ይችላል ግን ወንዶች አብዛኛው ሴት ልጆችን አያመናጭቁም ማለት ነው። እና እንዴ እንደው ስነ ምግባር በጣም የጎደለው ሰው ካልሆነ ሴት ልጅ የሚያመናጭቅ ያለ አይመስለኝም። ስነ ምግባር ያልጎደለው ካልሆነ ማለት ነው። ብቻ ያም ሆኖ ይሄ እኛ ስነ ምግባር ሊኖረነ ይገባል ስነ ምግባር ካለነ ነው። የብዙ የብዙዎችን ትኩረት መሳብ እንችላለን። መታገስ ራሱ ዋጋ አለው ይባላል የመታ የትግስት ፍሬ። ፍሬዋ ማር ነው ይላሉ። የእንትን ፍሬ ደግሞ ያለመታገስ ፍሬ ደግሞ የውሳኔት ፍሬ ደግሞ ፍሬው አር ነው ምናምን የሚባል ነገር አለ ብቻ እንደዛ እንደዛ የሚባል ነገር አለ። እኛ አካባቢ የሚባል ያው መስተካከል አለበት ብዬ አምናለሁ። ያለኝ ይሄ ነው አመሰግናለሁ። ቻው

ማቅረቢያ ማድረግ ትችላለህ? አዎ ማቅረቢያ ማድረግ ይችላሉ የተለያዩ ነገራቶችን የማቀርበው በማቅረቢያ አድርጌ ነው። እንዲሁም ደግሞ ማቅረቢያ ማድረግ ትችላለህ ሲባል የተፈለገበት መግቢያ ከሆነ ንግግሬን በመናገር ሰዓት ያው መጀመሪያ ማቅረቢያ ያስፈልጋል መግቢያ ያስፈልጋል ማለት ነው። ሰላምታ ያስፈልጋል እንዲሁም ደግሞ ልናገር የፈለኩትን ነገር አንዳንድ ቀንጨብ ቀንጨብ አርጌ መናገር አለብኝ እና በተለያዩ ነገራቶች ማቅረቢያ እያደረኩኝ መጓዝ እችላለሁ ማለት ነው። አንዳንዴ የማቅረቢያ ብቻ ማድረግ ምንድን ነው ጥቅሙ? ካልነ ማቅረቢያ ለነገራቶች ሁሉ መደምደሚያ ይሆናል እንደሁም ደግሞ ለነገር የቋጨነው ያቀረብነው ነገር ለመቋጫ ይሆንናል ማለት ነው። እና በስርዓት መስራት አለብነ ማለት ነው። በስርዓት ለመናገር ደግሞ ማቅረቢያዎችን መጠቀም አለብነ ጥሩ ጥሩ የሚባሉ ማቅረቢያዎችን ተጠቀመን ንግግራችንን መቀጠል አለብነ ማለት ነው። የንግግራችን ዋናውን አንዳንድ ነገራቶች በምን እንሸፍነዋለን በማቅረብያው ነው እና በዛ ነው እንትን የምንለው ማለት ነው። ለምሳሌ ማቅረቢያ ውስጥ ለምሳሌ አሁን እኔ ተኝቻለሁ እና የተኛሁበት አላማ ለእንደዚህ ለእንደዚህ ነገር ነው። የሚተኙ አላማ እንደዚህ እንደዚህ ነው አለማችን ላይ የሚተኙ ሰዎች የሆነ ጥቅም ስለሚፈልጉ ነው። በዚህ በዚህ መንገድ ነው ብሎ ማቅረቢያ ማድረግ ይባላል። ይሄ ለነገራቱ የሆነ ነገር ቀድሞ መናገር ማቅረቢያ ይባላል ማለት ነው። እና እንደዚህ አይነት ነገራቶችን እያደረኩኝ ጊዜዬን አሳልፋለሁ ማለት ነው። እና ማቅረቢያ የምደረገው መቼ መቸመቸ ነው? ስንል ማቅረቢያ የሚደረግበት ዋናው ቀን ዋናው ጊዜ ያው መድረክ ላይ ወጥን በምንናገርበት ሰዓት ወይም ደግሞ የሆነ መጽሐፍ ጨርሰን ለምሳሌ ስለዛ መጽሐፍ ምን እንደሚይዝ ይዘቱን ስንናገር ስናብራራ ማቅረቢያ እያደረግን ነው። ይባላል ወይም መግቢያ እያደረግን ነው ይባላል። እና በዚህ መልኩ ማቅረቢያ ልናደርግ እንችላለን ጥሩም ሊሆን ይችላል። መጥፎም ሊሆን ይችላል። ማቅረቢያው ብቻ ምን ማለት አለብነ መናገራችንን መርሳት የለብነን። አመሰግናለሁ

ማዕድን፣ ማዕድን ትጠቀማለህ? አዎ ማዕድን እጠቀማለሁ። ብዙ አይነት ማዕድኖች አሉ። በብዛት የምትጠቀመው ቻርኮልን ነው። ቻርኮልን የምትጠቀመው ለምንድነው? ያው እሳትን ለማንደድ እንዲሁም ደግሞ የተለያዩ ምግቦችን እሳት አንድቼ ለመመገብ ይጠቅመኛል ማለት ነው። በዛ ማዕድን መልኩ ያው እሳትን አንድጄ ለመመገብ ይረዳኛል ማለት ነው። እና ቻርኮልን በዛ መልኩ እጠቀመዋለሁ። ሌላ የማዕድን አይነት፣ አይነታት አሉ። ግን በብዛት አለማችን ላይ፣ ሀገራችን ላይ የሚጠቀሙት ቻርኮልን ነው። ቻርኮልን እሳት ለማንደድ ለማያያዝ የሚጠቅም የሆነ እቃ ሲሆን እሱንም በመጠቀም የተለያዩ የሆኑ እሳቶችን እያነደድን አንድን ነገር ልናቃጥል ሊሆን ይችላል፣ እንዲሁም ደግሞ ያው ወጥ ልንሰራ፣ ምግብ ልንሰራ፣ ሻይ ልናፈላ ይሆናል። እና ማሽን ከሌለ፣ ስቶፕ ከሌለ ምንድነው የምናደርግ? ቻርኮልን በመጠቀም እሳት አያይዘን ስቶባችንን እንትናችንን፣ ምግባችንን እንሰራለን ማለት ነው። አብዛኛው ጊዜ እንደዚህ የሚያደርጉ እናቶች ናቸው እናቶች ነው ቻርኮልን የሚጠቀሙ። ቻርኮል ወይም ከሰርን በመጠቀም ምን ያደርጋሉ? ያነዳሉ ማለት ነው የፈለጉትን ነገር በዛ እንድደው ምን፣ ያበስላሉ እና ለባሎቻቸው ለቤተሰቦቻቸው ይሰጣሉ የሰሩትን ያበሰሉትን ነገር። እና እናቶች ነው እንደዚህ አይነት ነገር ላይ ልምድ ያላቸው ማለት ነው እንጂ እኛ ወንዶች ልምድ የላቸውም እንደዚህ አይነት ነገር ላይ። ወንዶች አይሰሩም፣ እናቶች ነው በብዛት እንደዚህ የተጠቀመ የሆነ ሀሪፍ የሆነ ስራ የሚሰሩት በብዛት እናቶች ናቸው ለማረቱ እወዳለሁ ማለት ነው። እና አብዛኛው ጊዜ ቻርቆል መጠቀም ምን ጥቅም ያስገኛል? ከስቶቭ ወይም ደግሞ ከኤሌክትሪክ ማሽን የሚለየው ነገር ምንድነው? ስንል ቻርኮል ከኤሌክትሪክ ማሽን የሚለየው ነገር ያው ኤሌክትሪሲቲ ይጠብቃል ማለት ነው፣ ይቆጥብልናል ኤሌክትሪክ ይቆጥባል፣ እንዲሁም ደግሞ ገንዘብ ኤሌክትሪክ በሚቆጥብ ሰዓት የገንዘባችን ይቆጠብልናል ማለት ነው። በከሰል በምናረግሰው ሰዓት ግን ይው ትንሽዬ ገንዘብ በማውጣት ከገበያ እንገዛና ወይም ደግሞ ከተለያየ ቦታ አምጥተን ያንከሰል ያው አንድደን ብቻ የፈለግነውን ያክል መጠቀም እንችላለን እና ይሄ እንደዚህ አይነት ጥቅም አለው ለማለት ነው። አመሰግናለሁ።

በመስመር ላይ ገዢ ነህ? አዎ በመስመር ላይ ገዢ ነህ የተለያዩ ነገራቶችን የተለያዩ እቃዎችን መስመር ላይ በመሆን እገዛለሁ እንዲሁም ደግሞ የተለያየ ቦታ ላይ በመሄድ በማዘዝ ወደ እኔ እንዲመጡ አደርጋለሁ ማለት ነው እና የፈለኩትን እቃ በፈለኩት ዋጋ በተመቸኝ ዋጋ በተመጣጣኝ ዋጋ እንድገዛ ያግዘኛል ማለት ነው መስመር ላይ የምገዛው ግዢ ከሌላው በ ተ በተለየ መልኩ ቅናሽ ነው ዋጋው እና ጥራት ያለው የሆነ እቃ ነው የሚሰጡኝ እና ያን እቃ እኔ ምን ማድረግ እፈልጋለሁ መግዛት እፈልጋለሁ በጥሩ ዋጋ አንድ ገዛ ያስችለኛል ማለት ነው እና ማንኛውንም እቃ መግዛት እችላለሁ ማለት ነው መስመር ላይ እንዲሁም ደግሞ መስመር ላይ የተለያዩ የሆኑ ቪዲዮዎችን ማየት እችላለሁ ፊልሞችን ማየት እችላለሁ በቀላል መንገድ የራሴ ማድረግ እችላለሁ ማለት ነው የፈለኩትን እቃ በማየት ብቻ ጥራቱን በማየት ብቻ ወደ ላይ ወደ ታች በማድረግ በማዟዟር መጨረስ እችላለሁ ማለት ነው ገዝቼ ወደ ራሴ የራሴ ማድረግ እችላለሁ እንዲሁም ደግሞ ገንዘቡ የተሻለ የሆነውን ያን ያህል ብዙ ያልሆነውን መርጬ መግዛት እችላለሁ ማለት ነው እና ያው ሰገ ስንገዛ ደግሞ ከግዢ ሀሪፍ የሆነ እቃ መሆን አለበት እንዲሁም ያልተጠቀሙበት የሆነ አዲስ የሆነ ለመጀመሪያ ጊዜ ልንጠቀምበት ከፋብሪካ ብቻ የተሰራ ከፋብሪካ እንደተሰራ የተቀመጠ የሆነ እቃ መሆን አለበት ማለት ነው የተቀመጠ ያልተቀመጠ እቃ ከሆነ ወይም ደግሞ ለሁለተኛ ጊዜ የተጠቀሙበት ከሆነ ያን ለሁለተኛ ጊዜ የተጠቀሙበትን እቃ እኛ መጠቀም የለብንም ምክንያቱም ጥራትም ይቀንሳል በዛም ላይም ደግሞ ያው አገልግሎቱ ወዲያው ነው የሚያልቅ ማለት ነው እንደዛ እንዳይሆን ቶሎ ብለን ምን ማድረግ አለብንና አዲሱን እቃ መግዛት አለብነ ማለት ነው እና ጥንቃቄ ያስፈልገዋል ለማለት ነው መስመር ላይ ስንገዛ በደንብ ማጣራት ያስፈልገናል በስልካችን የምናየው ነገር በስልካቸው በስልካችን የምናየው እቃ በአካል ስናየው አንድ ሊሆን ስለማይችል በመጀመሪያ በደንብ አድርገን እቃውን ቼክ ማድረግ ይገባናል ማለት ነው ከዛ በኋላ ቼክ ካደረግነው በኋላ ልንገዛ ይሻላል እንጂ ዝም ብለን ያገኘነውን አሪፍ ነው ብለን ያየነውን እቃ መግዛት የለብንም ማለት ነው ጥንቃቄ ያስፈልገዋል ሁሉም ነገር ጥንቃቄ ያስፈልገዋል በተለይ እንደዚህ ስልኮችን በምንገዛ ሰዓት አንዳንድ ስልኮች የተጠቀምንበት አይነት ናቸውና ትንሽ ያስቸግራሉ እንደዛ እንዳይሆን በጥንቃቄ ልንገዛቸው ይገባል ለማለት ነው የምወድ እና አንዳንዴ ደግሞ ቀይ ሆኖ ሲመጣ በአካል ስናየው ጥቁር የሆነ እቃ አለ እና እንዲሁም ደግሞ አንዳንድ የተቀባ የሆነ ውስጡ በደንብ የማረተ ሆኖ ግን ቀለም የተቀባ ላዩ ቀለም የተቀባ አዲስ መስሎ የተቀመጠ ብዙ አይነት እቃ አለና እንደዛ አይነት እንዳንሸወድ መጠንቀቅ ይገባናል ማለት ነው ጥንቃቄ በሁሉም ቦታ ነው ጥንቃቄ ያስፈልገናል እኛ ማለት ነው እና መጠንቀቅ አለብነ ዝም ብለን ያገኘነውን እቃ መግዛት የለብንም እንዲሁም ደግሞ አንዳንዴ ሳይዙ ትልቅ ይመስልና በአካል ሲመዛ ትንሽዬ በአካል ሲመጣ ትንሽዬ ትሆናለች እና ጥንቃቄ ያስፈልጋል ለማለት ነው ጥንቃቄ በሁሉም ቦታ መሆን አለበት በንግድም ሲሆን ስንሸጥም ስንገዛም ጥንቃቄ ያስፈልጋል እንዲሁም ደግሞ ስናማክር ሰውን ይሄን እንዲገዙት የሆነ ንቃት እንዲገዙት ስናማክር ጥንቃቄ ያስፈልጋል ሁሉም ነገር ጥንቃቄ ያስፈልጋል ማለት ነው እና ያው መጠንቀቅ ግዴታ ነው ለማለት ነው ያለኝ ሀሳቤ ነው አመሰግናለሁ

የቅጥር ሂደት እንዴት ነው? የቅጥር ሂደት በጣም የሚያምር የሆነ የአሰራር ሁኔታ ነው ማለት ነው። አንድን ሰው ለመቅጠር ምንድነው? ማድረግ ያለብን መጀመሪያ የያዘውን ዶክመንት እናያለን ከአሥራ ሁለተኛ ክፍል እስከ አንደኛ ክፍል ያለውን ዶክመንቱን በመፈተሽ ጥሩ ውጤት ካለው ጥሩ የሆነ ወይም ደግሞ ሀሪፍ የሆነ ውጤት ካለው ያንን ሰው ያን ሰው እንቀጥረዋለን ማለት ነው። እንዲሁም ደግሞ ዩኒቨርሲቲ ለምሳሌ ከተማረ ዲግሪ ካለው በተለይ ያን ሰው ለመቅጠር ወደኋላ ማድረግ የለብንም ማለት ነው። እንዲሁም አለማበሱን በማየት ከዚህ በፊት ምን ያህል ስራ ሰርቷል ስንት የት ላይ የት ላይ ቦታ ሰርቷል የስንት አመት ልምድ አለው የሚለውን ነገር ይሄ ሁሉን ነገር በማጥናት ነው የቅጥር ሂደት የምንፈጽመው ማለት ነው። ከዛ በኋላ ደግሞ ያው ስንት ልጆች አሉት አግብቷል ወይ? ባለ ትዳር ነው? የሚለውን ነገርም መስፈርት ውስጥ ማስገባት አለብን ነው ማለት ነው። ምክንያቱም ባለልጅ ከሆነ ጠቃሚ የሆነ ገንዘብ ብዙ ብዛት ያለው ገንዘብ ደሞዝ እንመድብለታለን ካልሆነ ግን ቤተሰብ የሌለው ከሆነ ግን ይው ትንሽዬ ደሞዝ የሚኖርበት የሆነ ራሱን የሚያቃቃው የሆነ ደሞዝ ይመደብለታል ማለት ነው። እና እንደዛ መሆን አለበት ብዬ አስባለሁ ማለት ነው። እንዲሁም ደግሞ የምንቀጥራቸው ሰዎች ወንድ መሆን አለባቸው ሴት ላይ ሆኖ ነው ወንድ ከሆኑ ብዙ ችግር አለ። ሴት ከሆኑ ብዙ ችግር አለ ምክንያቱም ያው ሴቶች በአብዛኛው ጊዜ ደካማ ናቸው የምንፈልገውን ስራ ደግሞ ላይሰሩልን ነው ይችላሉ ማለት ነው። ምክንያቱም ስለሚደክመው ወንዶች ግን በብዛት ጉልበታም ስለሆኑ የፈለገነውን ስራ ይሰሩልናል ስለዚህ ወንዶችን ብንቀጥር የኛ ስራ ከባድ ከሆነ ወንዶችን ብንቀጥር የተሻለ ነው። ሴቶችን ከቀጠረ ግን ፀሀፊ ወይም ደግሞ ተቆጣጣሪ ማድረግ ይሻላል እንጂ ስራ ልናሰራቸው ከባድ ስራ ልናሰራቸው አይገባም ማለት ነው ምክንያቱም ሴቶች ምስኪን ስለሆኑ ማለት ነው እና ቀለል ያለ ስራዎችን ልናሰራቸው ነው የሚሻል እና ከባድ ስራዎችን መስጠት የለብንም ማለት ነው። ለሴቶች እና መጠንቀቅ አለብን ለሴቶች ላይ ይሄን ለማለት ነው የፈለኩት። እንዲሁም ደግሞ ሲቀጥል ህፃናትን ደግሞ እንቀጥላለን ወይስ አንቀጥርም? ስንል ህፃናትን አንቀጥርም። ህፃናትን ከቀጠርን ያው ብዙ ችግር ይመጣል ምክንያቱም አላዋቂ ናቸው እንዲሁም ደግሞ ትምህርት አልተማሩም ዲግሪም ደግሞ ወይም ደግሞ ማስተርስ የላቸውም እና ይሀው ስራችን ስራችንን ነው ሊያበላሹት የሚችሉ እንጂ ሌላ ምንም አዲስ ነገር አይሰጡንም ለማለት ነው። አመሰግናለሁ ያለኝ ይሄ ነው። ቻው

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ አዎ የተለያዩ ዝርዝሮችን እጽፋለሁ በተለይ ብዙ አይነት እቃዎችን ከታዘዝኩኝ እናቴ ወይም አባቴ ብዙ አይነት እቃዎችን ካዘዙኝ ምን አደርጋለሁ እነዛን ዝርዝሮች በወረቀት ስፌ በተራ ተቀድማ አስቀምጬ ነው ወደ ሱቅ የምሄደው ማለት ነው። እና እነዛን ነገራቶች ለምሳሌ የያዝኩትን እየቆጠርኩኝ ምን ያህል ነው የሚያስፈልግ የሚለውን ነገር ለምሳሌ ስኳር ሶስት ኪሎ ከተፈለገ ስኳር እልና ሶስት ኪሎ ብዬ እጽፍበታለሁ። እንዲሁም ደግሞ ሻይ ቅጠል አንድ ኪሎ ከተፈለገ ሻይ ቅጠል ብዬ አንድ ኪሎ ጽፍበታለሁ እንደዚህ እያደረኩኝ የስሙን ስሙን እየጻፍኩኝ እንዲሁም የሚያስፈልገውን መጠን እየጻፍኩኝ በዚህ መልኩኝ በዚህ መልኩ በተራ ትቀምጥ በወረቀት አድርጌ በተራ ቅደም ተከተል ጽፌ እሄዳለሁ ማለት ነው። ከዛ በኋላ የፈለኩትን ነገር ገዝቼ እመጣለሁ። እንዲሁም እንዳረሳው እንዳረሳው ነው ዋናው አላማው ምንድነው? እንዳንረሳው ነው ማለት ነው። ባዶ እጃችን እንዳንመለስ እንዲሁም ደግሞ አንዱን ገዝተን አንዱን ጥለን እንዳንመጣ ሁሉን ገዝተን እንድንመጣ ነው። የተፈለገበት እና ይሄ መጽሐፉ ትልቅ የሆነ ጥቅም አለው በብዛት የሚጽፉት ትላልቆች ሳይሆን ትናንሾች ናቸው። ትናንሾች ስለሚረሱ የታዘዙትን ነገር ቶሎ የመርሳት ባህሪ ስላላቸው ከጥቂት ጊዜ በኋላ ከአምስት ደቂቃ በኋላ የመርሳት ጊዜ የመርሳት ባህሪ ስላላቸው ምን ምን ያደርጋሉ እናቶቻቸው በወረቀት ጽፎ ይሰጧቸዋል ማለት ነው። ወይም ደግሞ መናገር ካልቻሉ ጽፈው ለሱቁ እንዲሰጡት ማለት ነው። የጻፉትን ነገር የጻፉትን ወረቀት ለሱቁ ባለቤት እንዲሰጡላቸው እዛ የሱቁ ባለቤት እያነበበ የፈለጉትን እቃ አሽከሞ ይሰዳቸዋል ማለት ነው። እና በዚህ መልኩ ይሆናል ለማለት ፈልጌ ነው። እናም ደግሞ እንዴት ነው ትላልቅ ሰዎችስ? የጽሁፍ ጽፈው ይሄዳሉ ስንል አብዛኛው ትላልቅ ሰዎች በቃላቸው ነው የሚፈልጉትን ነገር የሚናገሩ በቃላቸው ሸምድደው የፈለጉትን የታዘዙትን ነገር ይጽፋሉ ማለት ነው። አንዳንዱ ሰው ደግሞ ያው በጣም ከመጠን በላይ ሲሆንበት ምን ያደርጋል? ጽፎ አንዳንዱን ጽፎ የጠፋውን ጽፎ የሚፈልገውን ደግሞ በቃሉ ይዞ ወደ ሱቅ ይሄዳልና ገዝቶ ይመጣልና እንደዚህ አይነት ነገራቶች አሉ ለማለት ነው። እና አብዛኛውን ጊዜ ወደ ሱቅ በምንሄድ ሰዓት የሆነ መጽሐፍ አለብን ጽፈን መሄድ አለብን ነው ለማለት ነው ረሳነው አልረሳነውም በእስክሪፕቶ ጽፈን መሄድ አለብን ለማለት ነው። በእስክሪፕቶ የማይጽፍ ሰው ያው ትላልቅ ሰው በጣም የሚያውቅ ሰው እንዲሁም ልምድ ያለው ሰው መሆን አለበት ካልሆነ ግን ህፃን ልጅ እንዲሁም ደግሞ ሌሎችህ በእስክሪፕቶ ጽፎ ቢሄዱ ይመረጣል ለማለት ነው። ያለኝ ይሄ ነው። አመሰግናለሁ

"የአትክልት የአትክልት ስራ ታደርጋለህ?" አዎ፤ የአት የአትክልት ስራ እሰራለሁ፤ በተለይ ጓሮ ላይ ብዙ የሆኑ የአትክልት አትክልቶች አሉኝ። ከማንጎ ጀምሮ ከሙዚ ጀምሮ ከተለያዩ የሆኑ የምግብ የፍራፍሬ አይነቶች ጓሮዬ ላይ አስቀምጬ ነው ያለና እነዛን ጓሮ ላይ ያሉትን እቃዎች ያሉትን ፍራፍሬዎች በማውጣት ምን አደርጋለሁ ለምግብነት እጠቀምባቸዋለሁ ማለት ነው፤ እና ያ ነው እኔ አብዛኛው ጊዜ የምሰራው ስራ ማለት ነው፤ እና ብዙ ስራዎችን የአትክል አትክልት ላይ እሰራለሁ አትክልትን ለማሳደግ ምን ማድረግ አለብን ስንል ውሃ ማጠጣት አለብን፣ እንዲሁም ደግሞ ከውሃ በኋላ ደግሞ ልዩ የሆነ አፈር ሀሪፍ የሆነ አፈር መስጠት አለብን ነው ማለት ነው። በዛ በኋላ ነው እያደገ የሚመጣ አትክልቱ ማለት ነው እንደዛ ካልሆነ ግን ዝም ብለን የምንተወው ከሆነ ፀሀይ ይመታዋል እንዲሁም ፀሀይ ፀ ፀሀይ ይመታዋል፣ ዝናብ ይጥለዋል፣ እንስሳ ይረግጠዋል እንደዛ እንዳይሆን ምንድነው ማድረግ ያለብን ግዴታ ማሳመር አለብን ማለት ነው የአትክልት ቦታውን መንከባከብ ፀሀይ ጥሩ የሆነ ተመጣጣኝ የሆነ ፀሀይ እንዲያገኝ እንዲሁም ደግሞ ተመጣጣኝ የሆነ ውሃ እንዲያገኝ፣ የተለየ የሆነ አየር እንዲያገኝ፣ እንስሳ እንዳይረግጠው ማድረግ አለብን ለማለት ነው። እንደዛ ስናደርገው ምን ይሆናል እጽዋቱ እያደገ ይመጣል ማለት ነው፤ እና ብዙ ፍሬዎችን ያፈራልናል የተለያዩ አይነት ፍሬዎችን ማንጎ ሊሆን ይችላል፣ ብርቱካን ሊሆን ይችላል፣ ሙዚ ሊሆን ይችላል፣ ኢንጆሪ ሊሆን ይችላል፣ እንዲሁም ደግሞ ቲማቲም ድንች፣ የተለያዩ ካሮት፣ ሰላጣዎች እንደዚህ አይነት ነገራቶች ምን ይደረጋሉ አትክልት ስፍራ ነው ተክለናቸው የሚበቅሉ ማለት ነው፤ እና መንከባከብ እንክብካቤ ግዴታ ነው ለእንደዚህ አይነት ነገራቶች እንክብካቤ ከሌለ ብዙ ችግር ሊመጣ ይችላልና መንከባከብ ግድ ይለናል እና ያው ልትንከባከብ ይገባል ማንኛውንም እቃ ልንከባከብ ይገባል በአግባቡ አስቀምጠን በአግባቡ ያስቀመጥነውን እቃ ያስቀመጥነውን አትክልት ሲያድግልን ልንበለው ይገባል ማለት ነው እንጂ የማንም መጫወቻ ልናደርገው አይገባም። ጥንቃቄ ያስፈልገናል ማለት ነው በሁሉም ነገር ላይ ጥንቃቄ ያስፈልጋል። አትክልት ብቻ ሳይሆን ማንኛውም ቤታችን ያለን እቃ መከባከብ አለብን ማለት ነው እንክብካቤውን ልንሰጠው ይገባል። እሺ እና አትክልቶች አብዛሀኛው ጊዜ የማያድጉበት ምክንያት ምንድነው ካልን ችላ የምንላቸው ከሆነ የማንቆጣጠራቸው ከሆነ እንዲሁም ደግሞ መጥፎ ቦታ ላይ የምንተክላቸው ከሆነ እነዛ አትክልቶች ምን አይሆኑም አያድጉም። ወዲያውኑኑ ደርቀው ሊሰነጠቁ ይችላሉ ቅንጥስ ሊሉ ይችላሉ፤ እና ያው እንክብካቤ ያስፈልጋል ማለት ነው። እንክብካቤ እኛ ሊለየን አይገባም አትክልታችንን ልንከባከብ ይገባል እና በተለያየ ውሃ እያጠጣነ እንዲሁም ደግሞ ቀይ አፈር በተለይ እያደረግን ለም አፈር እያደረግን ለም አፈር በሚሆንበት ሰዓት ያው አትክልት ቶሎ ያድጋል። ሸካራ አፈር እና ለም አፈር ይለያያል ለም አፈር በጣም ለአትክልት እድገት ትልቅ የሆነ ወሳኝ ነገር ነው። ውሃ በምናደርግበት ሰዓት ውሃውን በመምጠት አትክልቱ ያለው ስር ውሃውን እየመጠጠ ወደ ላይ ማደግ ይጀምራል እና ትልቅ የሆነ ፍሬን አፍርቶ እናየዋለን እና በዚህ መልኩ ልንጠነቀቅ ይገባል ማለት ነው። ያለኝ ሀሳብ ይሄ ነው አመሰግናለሁ።

ማሸለፍ ትችላለህ? ማሸለፍ እችላለሁ እንዲሁም መጽሐፎቼ በብዛት ተደርድረው ነው ያለው መደርደሪያ ላይ ማለት ነው እና በሸልፍ መልኩ ተቀምጠው ነው ያለው። የፈለኩትን አይነት መጽሐፍ እንድወስድ ይረዳኛል ማለት ነው። የተሸለፈው ነገር ያስቀመጥኩት ነገር በሸልፍ ያስቀመጥኩት ነገር የፈለኩትን መጽሐፍ አይነት ለምሳሌ የሳይንስ መጽሐፍ ይሆናል እንዲሁም ደግሞ አንዳንድ የእውቀት አዘል መጽሐፎች ይሆናሉ። የታሪክ መጽሐፎች ይሆናሉ የፍቅር መጽሐፎች ይሆናሉ ወይም ሃይማኖታዊ መጽሐፍ ሊሆን ይችላል። እና እዛ ሸልፍ ላይ ያስቀመጥኩትን ነገር እያየሁ ርዕሱን እያየሁ መውሰድ ነው ማለት ነው። የሚጠበቅብኝ እና። በሸልፍ ማስቀመጥ ብዙ ጥቅም አለው በመደርደሪያ ማስቀመጥ ያው መጽሐፍ እንዳይጠፋ መጽሐፍ እንዳይበላሽ ያደርጋል ማለት ነው። አንዱን አንዱን ከአንዱን መጽሐፍ ከአንዱን መጽሐፍ በቀላሉ ለይተን ለመውጣት ይመቸናልና። እንዲሁም ደግሞ ያላነበብነው መጽሐፍ ካለ አይተን እንድናነበው ይረዳል። እንዲሁም ደግሞ በደንብ ደርድረን በሸልፍ መልኩ ስናስቀምጠው መጽሐፍን ይኸው ለንባብ ያጓጓናል ማለት ነው። ስናየው ዝም ብለን አንቀመጥም ለንባብ ጓጉተን። እናነባለን በዛ ምክንያት ይኸው በሸልፍ ማስቀመጥ ጥሩ ነው። አመሰግናለሁ

ሃይማኖቴ ክብር ታከብራለህ? አዎ ሃይማኖቴ ክብር አከብራለሁ ከሃይማኖቴ ክብር ውስጥ የማከብረው ሃይማኖት አይነት የሙስሊም። እኔ ሙስሊም ስለሆንኩኝ ብዙ አይነት ባህል አሉኝ ብዙ የሃይማኖቴ ባህል አሉ። ለምሳሌ እንደ ኢጥል አውጥሃ እንደውም ደግሞ እንደ ኢጥል አልፈጥር እንደ ኢደል ፍጥር አይነት ሁለት በዓላት አሉ እነ ማለት ነው ሙስሊሞች እና እነሱን በዓላት እናከብራለን በየአመቱ የሚመጡ በዓላት ናቸው። እነሱን በዓላት በአግባቡ በፍቅር በደስታ ተቀብለን እናከብራቸዋለን። እና እነሱ በአራት ምንድነው እኛ ጋር የሚጠቅሙ ለሙስሊሞች ምንድን ናቸው ስንል? ለሙስሊሞች ደስታ የመዝናኛ ቀን የቲምን የምናበላበት ሶደቃ የምንሶደቅበት ዘመዶቻችን የምንጠይቅበት ዘመዶቻችን ስል እናትና አባቶቻችንም ጋር የተለያየ ነገር የተለያየ ቦታ ሄደን የምን የምንዝናናበት እንዲሁም ደግሞ ሩቅ ዘመዶቻችንን የምናይበት። ለምሳሌ በበዓል ምን እናደርጋለን ሩቅ ዘመዶቻችን ጋር በመሄድ እንዘይራለን ሰላም እንላለን ማለት ነው። እና የተለያዩ ነገራቶችን እናደርጋለን በበዓል አዲስ ልብስ እንለብሳለን እንጫወታለን እንሳሳቃለን። እንዲሁም ደግሞ በግ ዶሮ ስጋዎች እና አሪፍ አሪፍ ምግቦች ይሰራሉ እኛ ቤት እና በባአል ጊዜ እነዛን ምግቦች በመብላት በመቅመስ እንደሰታለን ማለት ነው። እንዲሁም ዘመዶቻችን ከሩቅ ሀገር እየመጡ። ከእኛ ቤት ምን ያደርጋሉ ይመገባሉ ሆዳቸው ጠግበው በደስታ ይሄዳሉ እና ደስ ይላል ብቻ በኢድ በባእል የማይደሰት ሰው የለም ብዬ አላስብም። ሁሉም ሰው ተደስቶ ስቆ ነው የሚያልፍና በበዓል ደግሞ አዲስ ልብስ ይለብሳል ሰው አብዛኛው ሰው ይደሰታል ምን ይላል ብዙ ነገር ያደርጋልና ብቻ ደስታ ያመጣል በበዓል የምናደርገው ነገር ለማለት ነው። ልትደሰቱ ይገባል ማለት ነው በዓል መጣላችሁ ማለት በበዓል ደስተኛ ትሆናላችሁ ማለት ብዙ ነገር ታደርጋላችሁ ማለት እና ደስታ ያስፈልጋል ልትደሰቱ ያስፈልጋል። እባካችሁ የባዓል ደስታ የመቸም የምንም የምንንም ደስታ አይገልጸውምና የባዓል ግድልስ የባዓል ደስታ የሚያልቀው ባአሉ ሲያልቅ ብቻ ነው የሚባል ነገር አለ እና ያንን ነው ለማለት የፈለኩኝ አመሰግናለሁ

ከደንበኞች ጋር ትሰራለህ ከደንበኞች ጋር እሰራለሁ ከተለያዩ ደንበኞች ጋር የኔን እቃ የሚወዱት ደንበኞቼ ጋር ይመጡና ወደ እኔ እቃ የፈለጉትን እቃ ይወስዳሉ በዛ ሰዓት እኔ የፈለጉትን እቃ በፈለጉት ዋጋ በተመጣጣኝ ዋጋ እሸጥላቸዋለሁ እና እነሱ በጣም ደስተኛ ይሆናሉ እና የደንበኛ እርካታን ደግሞ እኔ አገኛለሁ በዛ ምክንያት ከደንበኞቼ ጋር የተለያዩ ስራዎችን እሰራለሁ ማለት ነው። ለምሳሌ እነሱ ደውለው ምን ይሉኛል እንደዚህ አይነት እቃ እንፈልጋለን በዚህ ዋጋ ወይም ደግሞ በዚህ እንደዚህ ባለ መጠን እንፈልጋለን እና ለሰኞ ወይም ለማክሰኞ ስለምንፈልግ ቶሎ አምጣልን ነው ይሉኛል ማለት ነው። እና እኔ ደውዬ ምን አደርጋለሁ የፈለጉትን እቃ በፈለጉት ዋጋ ተከራክሬ ከሌላ ደንበኛ እንዲሁም ደግሞ በፈለጉት መጠን ይዤላቸው እመጣለሁ ማለት ነው ወደ ሱቄ እና እነሱ መጣሁ ምን ያደርጋሉ ያ ያን የገዛሁትን ነገር መጥተው ከእኔ ይረከቡኛል ገንዘብ አውጥተው ከእኔ ይወስዱታል እና እንደዛ በማድረግ ከደንበኞቼ ጋር እሰራለሁ ማለት ነው። እንዲሁም ደግሞ አንዳንድ ጊዜ ደንበኞች የሆነን እቃ እንድገዛ የሚሸጥ እቃ ይነግሩኛል ማለት ነው። እኛ በአንገዛውም ሌላ ሰው ሊገዛ ይችላል እና እንደዚህ አይነት እቃ ብታመጣ ደስ ይላል ይሸጥልሃል እያሉኝ ያማክሩኛል ማለት ነው እኔ ደግሞ ምን ብዬ አማክራቸዋለሁ ምን አይነት እቃ ብገዛ ምን አይነት እቃ ብገዛ ነው እናንተ የምትገዙኝ ምን አይነት እቃ ነው የምትፈልጉ እንዴት አይነት እቃ ባመጣላችሁ ነው የምትፈልጉ ምን ያህል ባመጣላችሁ ነው የምትፈልጉ እያልኩኝ እጠይቃችኋለሁ ማለት ነው። እና እኔ ከእነሱ እጠቀማለሁ በሚሰጡኝ ገንዘብ እነሱ ደግሞ እኔ በምሰጣቸው ጥቅማ ጥቅም ይጠቀማሉ ማለት ነው እና ሁለታችን ሁለታችን አንደኛ ሆነን አንዱን በአንድ ሁነን በመስራት ይሄው እንጠቀቀማለን ማለት ነው እና ይሄ ነው በደንበኛና በነጋዴ መካከል የምንጠቃቀመው ጥቅም በዚህ መልኩ ነውና አብረን እንሰራለን ማለት ነው በዚህ ጉዳይ አንዳንዴ ደግሞ አብሮ የማይሰራ ደንበኛ አለ ለምሳሌ ዝም ብሎ ሲመጣ አመላግጦ የሚሄድ እንዲሁም ደግሞ አንድ ጊዜ ከገዛ በኋላ ተመልሶ የማይመጣ ደንበኛ አለ እና እንደዛ በሚሆንበት ሰዓት ምንድነው እኛ ማድረግ ያለብን እና ተመልሶ እንዲመጣ ስንፈልግ ሀሪፍ የሆነ እቃ ዋጋ ቀነስ አድርገን ነው መስጠት ያለብን ማለት ነው ከዛ በኋላ ሀሪፍ ፍቃ ገዘው ብሎ በሌላ ቀን ሊመጣ ይችላል ማለት ነው። እንዲሁም ደግሞ ዋጋ ቀንሷል ከሌላው ሲወደድ ከእሱ ብቻ ዋጋው ጥሩ የሚባል ዋጋ ነው ያለው ብሎ ተመልሶ እንዲመጣ ያደርጋል ማለት ነው። እና የመጀመሪያ ቀን አዲስ ደንበኛ በሚመጣ ሰዓት የደንበኛን እርካታ ልናቀምሰው ይገባል ማለት ነው እርካታን ሰጥተን ልንሸኘው ይገባል በሌላ ቀን ሲመጣ እንዲያገኘን ለማለት ነው። አመሰግናለሁ!

በመሬት ላይ መቀመጥ ተመቻችተህ በመሬት ላይ መቀመጥ ተመቻችቼ እችላለሁ ያም የማደርገው ምንድነው የምፈልገው ነገር ካለ ለምሳሌ በመሬት ተቀምጬ እግሬን አስተካክዬ፣ ወገቤን አስተካክዬ እቀመጣለሁ ማለት ነው፤ ለምሳሌ መሬት ላይ የምሰራው ነገር ካለ መቀመጫ ካጣሁና ከደከመኝ ምን አደርጋለሁ መሬት ላይ ተንቆርጥጬ ቁጭ እላለሁ ማለት ነው እጆቼን ደረቴ ላይ በማድረግ እጆቼን አጥፌ እጆቼን ጉልበቴ ላይ በማድረግ እግሮቼን ደግሞ አስተካክዬ ሽንት ቤት እንደምወጣ አስመስዬ በዛ መልኩ እቀመጣለሁ ማለት ነው። ያኔ የማደርገው ምንድነው ያው ወንበር በማይኖርበት ሰዓት በዛ መልኩ እቀመጣለሁ ማለት ነው እና የፈለኩትን ነገር አደርጋለሁ በብዛት ሰው ታሞ ከሆነ ድንገተኛ ነገር ካጋጠመህ መሬት ላይ የወደቀ ሰው ካገኘው ያው በመሬት በእግሬ መሬት ላይ ተመቻችቼ እቀመጣለሁ ማለት ነው ከዛ በኋላ የፈለኩትን ነገር አደርጋለሁ። መሬት ላይ የሚቀመጡት ሰዎች በብዛት እብዶች ናቸው። ጭንቅላታቸው የሚያማቸው ሰው ነው መሬት ላይ የሚቀመጡ እንጂ ጤነኛ ሰው መሬት ላይ አይቀመጥም ማለት ነው የሚያመው ሰው ነው በብዛት መሬት ላይ የሚቀመጥ እና ጤነኛ ለመሆን ምንድነው ማድረግ ያለብን ጤነኛ ለመባል መሬት ላይ መቀመጥ የለብንም ተስተካክለን ነው ወንበር ላይ ቁጭ ማለት ያለብንን ለማለት ነው እና ያለኝ ሀሳብ ይሄ ነው ስለ መሬት ላይ መቀመጥ ተመቻችተህ ነው የምትቀመጥ ወይስ ተደባብረህ ነው የምትቀመጥ ስንል ይኸው ተመቻችቼ ነው የምትቀመጥ አብዛኛው ጊዜ ለምንድነው ተመቻችቼ የምቀመጥ ያው ስትቀመጥ ማይመችህ ከሆነ ትቆማለህ ወይም ደግሞ ተስተካክለህ ልትቀመጥ ትችላለህ እንጂ ያው ዝም ብለህ እንትን አትልም ለማለት ነው ያለኝ ሀሳብ ይሄ ነው አመሰግናለሁ።

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ መመልከት ትወዳለሁ ደስ የሚል የሆነ እይታ ነው ያላት ገጽታ ነው ያላት እና ፀሀይ የምትጠልቀው ደግሞ በብዛት ተራራ መካከል ላይ ሲሆን ደስ ይላል። ተራራ ላይ ሆነን እንዲሁም ደግሞ እሷ የምትጠልቀው በወንዞች መሃል ሲሆን ወንዝ ዳር ሆነን ስንመለከት በጣም ደስ ይላል ማለት ነው። እና ስትጠልቅ ደስ የሚል ስሜት ይሰጣል ማለት ነው። ስትወጣ ደስ የሚል ስሜት እንዳለው ስትጠልቅም ደግሞ ደስ የሚል እይታ አላት ገጽታ አላት እና። ፀሀይ ስትጠልቅ ማየት በጣም ደስ ይላል ፀሀይ በምትጠልቅበት ሰዓት በዛ ሰዓት በጣም ቀዝቃዛ የሆነ አየር ነው የሙቀት መጠን ነው የሚኖር በጣም ቀዝቃዛ የሆነ ሙቀት መጠን ነው የሚኖር። የዛን ጊዜ እኛ ወክ እያደረግን ከጓደኞቻችን ጋር ከቤተሰቦቻችን ጋር ወክ እያደረግን ነው የምንገኝ እና ደስ የሚል የሆነ የአየር ፀባይ ነው ያለው በዛ ሰዓት ማለት ነው። ሲቀጥል ደግሞ በዛ ሰዓት ምን ያጋጥመናል ብለን ካልን ልዩ የሆነ ትውስታ ተረት ተረት እንዲሁም ጌም ጨዋታ ኳስ ጨዋታ ሊሆን ይችላል። አባ ሮሽ አይነት ነገር እንዲሁም መቀላለድ አይነት በዛ ሰዓት እንደዛ ነው የምናደርግ ልጅ እያለ ነው ማለት ነው። እና ፀሀይ ስትጠልቅ ማየት ያስደስተን ነበረ ማለት ነው። የፀሀይ ነገር የሚነገር አይደለም ብቻ ብዙ ነገር አለ ፀሀይ ስትጠልቅ ማየት እንዴት ደስታ እንደሚሰጥ ማለት ነውና አይረሳም ለማለት ነው። ጊዜው አጭር ቢሆንም ግን ያው የነበረው ጊዜ በጣም የሚማርክ የሆነ ጊዜ የነበረ ፀሀይ ስትጠልቅ ማየት በጣም ደስታን ይሰጣል። ፍቱን የሆነ መድሃኒት ነው ማለት ነው ለአእምሮ ለጭንቅላት ፍቱን የሆነ መድሃኒት ነው አመሰግናለሁ። ፀሀይ ስትጠልቅ ማየትን ልመዱ ፀሀይን ስትጠልቅ ያላየ ሰው ያው የህይወትን ጥፍጥና አያውቀውም ማለት ነው። እና ማለት የፈለኩት ይሄ ነው ስለ ፀሀይ ያለኝም አቋም ይሄ ነው ያው አመሰግናለሁ

ለምን ያህል ጊዜ በዚህ ስራ ሰርተሃል? አዎ እኔ አብዛ በሳይለንሶ ስራ አሁን ነው የጀመርኩት ሰሞኑን በዚህ ወር ነው የጀመርኩት እና እስካሁን ድረስ ይኸው ቪዲዮ ቮይስ እየቀዳሁ እየላኩ ነው ማለት ነው እና ለመጀመሪያ ጊዜ ነው በዚህ ስራ የጀመርኩት አብዛኞቹ ጓደኞቼ ግን ለምሳሌ አብዱ የሚባል ጓደኛዬ አለ እንዲሁም ደግሞ ሌላ አማር የሚባል ጓደኛዬ አለ እነሱ እንደኔ አንድ ወር ነው የሰሩ ማለት ነው እኔ ነኝ ያሳየኋቸው በሪፈራል ሊንክ ገባሁና በዛ ሪፈራል ሊክ መሰረት ሳይለንሶ ገብቼ ይኸው እንደምታዩት ቮይሴን እየቀዳው እያስገባሁ ነው ማለት ነው እና ብዙ ብዙ ቮይሶችን ቀድቼ አስገብቻለሁ እስካሁን ድረስ የሚታየኝ እንደውም ብዙ አይነት ቮይስ ነው ሃያ ስምንት የሆነ ቫሊት ሃዉር ነው ያለው ማለት ነው እንዲሁም ደግሞ ሁለት ነጥብ አምስት ሚሊየን ሳንቲም ነው ያለኝ እስካሁን ድረስ ማለት ነው የሰራሁት እና ብዙ ስራዎችን ሰርቻለሁ ያው እናንተ እንትን የምትሉልኝ ይመስለኛል በደንብ አመጣጠናችሁ የምትሰጡኝ ይመስለኛል ማለት ነው። አሁን ብጀምርም የኔ ቫሊዴት ታይም አሪፍ ነው ጥሩ የሆነ ጅማሮ ነው የጀመርኩ ማለት ነው እና ስራ ጀምሬያለሁ እስካሁን ድረስ የሰራሁትንም እንድትቆጥሩልኝ በማለት በትህትና እጠብቃለሁ ማለት ነው እና አንዳንዴ ደግሞ ያው ስራ ያልሰራን ሳንሰራ አምጡ የሚባል ነገር አለና እንደዛ መሆን የለበትም ሁሉም ሰው በሰራው ልክ ሊከፈለው ይገባል፣ ሁሉም ሰው ደግሞ ባልሰራው ልክ ደግሞ ላይከፈለው አይገባም ማለት ነው እና በሰራነው ልክ እንከፈላለን ካልሰራነው ደግሞ አንከፈልም ማለት ነው እና እኔ እስካሁን ድረስ አሪፍ አድርጌ ስቀጠቀጥ ነበረ በደንብ ስሰራ ነበረ በሰራሁት ልክ የሚከፈለኝ ይመስለኛል። እና እባካችሁ የሚ አሪፍ የሆነውን ገንዘብ እንድትሰጡኝ ስል በትህትና እጠይቃለሁ ማለት ነው። ያልሰራውንና የሰራውን በደንብ አድርጋችሁ ለይታችሁ ለሰሩት ብቻ ያው ደህና ገንዘብ እንድትሰጡ እናንተን ለጠቀሟችሁ ደህና ገንዘብ እንድትሰጡ በማለት በትህትና እጠይቃለሁ፤ እና በዚህ ስራ ከሰራሁም ደግሞ አንድ ወር ሆኖኛል እና እባካችሁ እባካችሁ ያው ከአላህ በታች ጠይቀ እና በእናንተ ነው የተማመንኩኝ እና እንድትሰጡኝ እንድትከፍሉኝ በሰአቱ እንድትከፍሉ ስል አማርኛም በተለይ እንድታዩት በደንብ እንድታዩት እንድታተኩሩበት አማርኛን አማርኛ መሰራት አለበት አሪፍ የሆነ አሪፍ የሆነ የውድድር እንትን ነው ያመጣችሁልህ እድል ነው ያመጣችሁልን ኦኮርቹኒቲ ነው ያመጣችሁልን እና እኛ እየሰራን ነው ያለነው በደንብ ለመስራት ወደፊትም እየታገድን ነው ያለነው እና ያው በዚህ ወር ጀምረናል እኔ ሳላውቅ ደግሞ በዛኛው ወር የጀመሩ ሊኖራሉ ግን አሁን አማርኛ ለመጀመሪያ ጊዜ በዚህ ወር ስለተጀመረ እባካችሁ እንድትሰሩ በማለት እጠይቃለሁ። ገንዘባችንን እንድትሰጡ በማለት እጠይቃለሁ ያው እኔ እወዳችኋለሁ፣ አመሰግናለሁ። የምትሰጡኝ ከሆነ እዚህ የበለጠ ላመሰግናችሁ እችላለሁ እና እኔ በዚህ ሰዓት የጀመርኩበት የስራ ሳይለንሶ ኤአይ የጀመርኩበት አሁን ነው ግን ቢሆንም ሃያ ስምንት ሃዉር ቫሊዴት ታይም አለኝና ያው በጉብዝና እየሰራሁ ነው ያለ እንዲሁም ለስራዬ የሆነ ጥሩ የሆነ ገንዘብ እንዲሁም ደግሞ ያው አቅሜን የሚመጥነውን ገንዘብ የሚገባኝን ገንዘብ እንድትከፍሉኝ በትህትና እጠይቃችኋለሁ ለማለት ነው ይወዳችኋለሁ ሁላችሁንም ያው እባካችሁ ገንዘቤን በአግባቡ አስገቡልኝ። ማናጀራችሁን አናግራችሁ ሲኦዎችን መሪያችሁን አናግራችሁ ገንዘብ እንዲላክልን አድርጉ ማለት ነው በተለይ እኔ ሃያ ስምንት ሃዉርም ስለመሆን ሃያ ስምንት ሰዓት ስለሰራሁ ያው ይሄን ነገር ያው እንትን ውስጥ በማስገባት ግምት ውስጥ በማስገባት ጥሩ የሚባል ገንዘብን እንድትሰጡኝ ስል በትህትና እጠይቃለሁ ማለት ነው እወዳችኋለሁ አመሰግናለሁ።

ለበጎ አድራጎት ሰርተህ ታውቃለህ አዎ ለበጎ አድራጎት ሰርቼ አውቃለሁ ገንዘብ በመሰባሰብ ልብስ በመሰባሰብ። እንዲሁም ደግሞ ያው አንዳንዴ የተለያዩ ነገራቶችን ቁሳቁሶችን በመሰባሰብ። ለበጎ አድራጎት አበርክቻለሁ ማለት ነው ለበጎ አድራጎት። ካበረከትኩባቸው የበጎ አደራጎት መስሪያ ቤቶች ውስጥ አንዱ የሆነው። ባቡር ሀይል የሚባል መስሪያ ቤት አለና እዛ ያው ሰብስክራይብ እንዲያደርጉ ሰዎች በማገዝ። የዩቲዩብ ቻናላቸው ሰብስክራይብ ከሆነ ምን ይደረጋል? ለእነሱ አስራ ስድስት ሺህ ብር እንደሰጠን ነው በሚለው ሀሳብ በመሄድ። አስራ ስድስት ሺህ ብር ለሁሉ ስምንት ሚሊየን ነው በብዛት የሚሆንና አንድ ሰብስክራይበር አስራ ስድስት ሺህ ብር እንደለገሰ ማለት ነው። እና ያው ስንከፋፍለው እንደዛ እያደረግን በብዛት አስራ ስድስት አስራ ስድስት ሺህ ብር የሚሆን ለባቡር ሀይል። እኛ ምን አድርገናል አስተዋጽኦ አድርገናል ማለት ነውና እስካሁን ይሄ አይረሳኝም ያደረጉት የበኩ አደረጉት ስራ የውኔ ብረሳውም አላህ አይረሳውም ማለት ነው። እና ብቻዬን አቅሜን አድርጌያለሁ አንዳንድ ቲክቶከሮች ደግሞ ከዛ ቦታው ላይ በመታደም ያው ሰብስክራይብ እንዲሆን በማለት የእርዳታቸውን አግዘውናል ማለት ነው። እና ሁሉም የየራሱን ድርሻውን ተወጥቷል ርብርቡን አድርጓልና በዛ ምክንያት ይኸው። ለበጎ አድራጎት ያደረኩበት አንድ ጊዜ ብቻ ነው ትዝ የሚለኝ እሱንም ቀን ደግሞ ያደረኩበት። ለባቡል ሀይር ነው ይሄ ሰብስክራይብ በማብዛት ማለት ነው። የዩቲዩብ ሰብስክራይብ አንድ ሚሊየን ከገባ። ለባቡል ሀየር ስምንት ነጥብ ሚሊየን ይሰጣል ተብሎ ነበር እና በዛ ሰዓት ምን አድርገናል? ቲክቶክ እየዞርን ይኸው ቲክቶክ ሰዎች ሰብስክራይብ እንዲያረጉ እንዲያደርጉ አድርገናልና። ብቻ ደስ የሚል ጊዜ ነበረ ያሳለፍነው ለማለት ነው። እና ያው ትዝ የሚለኝ እኔ ያ ጊዜ ብቻ ነው ማለት ነው ሌላ ጊዜ አብዛኛው ጊዜ አድርጌያለሁ ግን ጥቃቅን ነገር ነው ያደረኩኝ። ለምሳሌ ልብስ መስጠት እንዲሁም ደግሞ ሳንቲም መስጠት ትናንሽ ሳንቲሞችን ኮፊያ መስጠት ቀበቶ መስጠት ጫማ መስጠት እንደዚህ እንደዚህ አይነት ነገራቶችን ለተቸገሩ ሰዎች አድርጌ ነበር ግን። የበጎ አድራጎት ስንል ይኸው ትልቅ ድርጅት ስለሆነ ለትልቅ ለትልቅ ድርጅት ያደረኩትን ነገር ደግሞ እኔ አውቃለሁ። ያው ሰብስክራይብ ነው ያደረኩት ለባቡል ሀየር ማለት ነው። ያው የኔ ትልቁ ስኬቴ ብዬ የማስበው እሱን ነው። ለዛሬ ያለኝ ይሄን አመሰግናለሁ

ማደንዘዝ ትወዳለህ ማደንዘዝ አልወድም ምን ያደርግልኛል ማደንዘዝ ማደንዘዝን የሚጠቀሙ በብዛት ወንዶች ናቸው። ጥሩ የሆኑ ወንዶች ቆንጆ የሆኑ ወንዶች የሴትን መልከፍ ሲፈልጉ ምን ያደርጋሉ? የማደንዝዝ የሚባለውን መንገድ ይጠቀማሉ ማለት ነው። እሷን በማፍዘዝ ያው እንዲወዳት እንድትወደው በማድረግ ማለት ነው። ማደንዘዝ ማለት እንደውም ደግሞ ማደንዘዝ በሌቦች ዘንዳ። ማደንዘዝ በሌቦች ዘንዳ ያው አፍዝዞ አደንዝዞ ገንዘብን ንብረትን መቀማት መውሰድ ነው ማደንዘዝ የሚባለው ማለት ነው። በሌቦች ዘንዳ እንዲሁም ደግሞ አንዳንድ ጊዜ ማደንዘዝ የምንለው ከምን አንፃር ይወሰዳል? ከሰው አንፃር ይወሰዳል ማለት ነው። ሰው ደንዛዛ የሆነ ሰው ሰዎችን በንግግሩ ብቻ የሚያደንዝዝ አለ አዝግ የሆነ ብዙ ሰው አለ። እና ይሄ ሰው አደንዛዥ ነው እንለዋለን ድንዝዝ ነው ብለን እንጠራዋለን። እና ማደንዘዝ ብዙ አይነት የሆነ የቃላት ፍች አለው። ማደንዘዝ የምንለው ማለት ነው እና ይሄ አንዱ የቃላት ፍቺ ነው። ማደንዘዝ የምንለው ለሌባና ለቆንጆ ሰው ማደንዘዝ ይመጣል ማለት ነው። እንዲሁም ደግሞ ሴቷ ራሱ ቆንጆ ከሆነች ወንድ ልጅ ምን ይሆናል ይደነዝዛል ራሱን አያውቅም ማለት ነው። ሲቀጥል ደግሞ ማደንዘዝ የሚለው ምን ላይ ይመጣል? ካልን ይሄ ሰርጀሪ በሚሰራበት ሰዓት አለ አይደል? ቀዶ ጥገና በሚሰራበት ሰዓት የዛን ጊዜ ያው ማደንዘዣ ከተወጋ በኋላ ነው የተለያዩ ቀዶ ጥገናዎችን የሚሰራ ማለት ነው። አንድ ሰው ቆዳው ተከፍቶ ጭንቅላቱም ሊሆን ይችላል። ተከፍቶ የተለያየ የሆነ አካል የሚቆረጥ የሚስተካከል ከሆነ የተለያየ የሆነ የደም ስር እንዲሁም ደግሞ እጢ መግል አይነት ነገር የቶንሲል በሽታ አይነት እንዲሁም ደግሞ የሚወጣላቸው እነሱ እነሱ ነገራቶች ምንድነው የሚወጡበት ምክንያት ዋናው በማደንዘዝ ብቻ ነው ስናደነዝዝ ነው። እነዚህ ነገራቶች የሚወጡ ማለት ነው። ዘመናዊ ማደንዘዞች ስሪንጅ ነው በመርፌ በሰውነት ውስጥ በማስገባት ነው የምናደነዝዘው ማለት ነው። ባህላዊ የማደንዘዣ አይነቶች እነማን ናቸው? ስንል ደግሞ መጠጥ ናቸው ወይም አልኮል አልኮል ያው ማደንዘዣ አንዱ አካል ነው ማለት ነው። የድሮ ሰዎች ምን ያደርጉ ነበረ ሰዎችን ለማደንዘዝ ሲፈልጉ። እግራቸውን ሊቆርጡ ይሆናል እንዲሁም ደግሞ ቆዳቸውን ሊቀዱ ይሆናል ይሰፍዋቸው ይሆናል የዛን ጊዜ ምን ያደርጋሉ ዶክተሮች? እንደ ማደንዘዣ ነገር ምንን ይጠቀሙታል ያው አልኮልን ይጠቀሙታል በአልኮል ያደነዝዙና ያደነዝዙና የፈለጉትን ነገር ያደርጋሉ ማለት ነው። እና አልኮል ትልቅ አደንዛዥ እፅ ነው ማለት ነው። አንዳንድ ጊዜ ደግሞ ያው ምን አይነት እፅ ሽሻ አሽሽ እንደዚህ ነገር እንደዚህ መሰል ነገራቶች እንደ ማደንዘዣነት ይጠቀማሉ ይጠቀሙባቸዋለው ማለት ነው። እና ይጠቀሙባቸዋል ለመደንዘዣነት ዶክተሮች ማለት ነው። ድሮ እንደዛ ነበረ አሁን ላይ ግን። ይኸው አላህ ይመስገንና ያው የማደንዘዣ አይነት መጥቷል ማለት ነው። ይሄ የማደንዘዣ መድሃኒት ስሪንጅ መጥቷል በስሪንጅ መልኩ። በማደንዘዣ መድሃኒት መልኩ ምን እናደርጋለን በደማችን ይገባል ማለት ነው። እና ያው እኛ የእንትናችንን የህዋሳችንን ወደ አእምሮአችን የሚልከውን ህዋስ እንዲገታ ያደርገዋል ማለት ነው። እና በዛ ምክንያት ያው ደስታ ይሰጣል እና ያም ሆነ ይሄ ያው ማደንዘዣ። እኔ አልወድም። ማደንዘዣ አልወድም በጭራሽ ማደንዘዣ በጣም መጥፎ ነገር ነው። በጣም እጠላለው ለሰውም ራሱ ሰውን ማደንዘዝ አልወድም እኔም ራሱ ደግሞ እንደደነዘዝ አልፈልግም ንቁ መሆን ነው የምፈልግ ለማለት እወዳለሁ። ያለኝ ሀሳብ ይሄ ነው። በመደንዘዣ ዙሪያ። እንዲሁም ደግሞ አንዳንድ ጊዜ ያው እንስሳን ማደንዘዣ እንሰጣቸዋለን ወይስ አንሰጣቸውም? በምንልበት ሰዓት እንስሳን መደንዘዣ እንሰጣቸዋለን ግዴታ ነው። እንስሳንም ሰውንም ሌላ ህይወት ያለውን ነገር በምንቀደው ሰዓት። ላንገድለው በምንፈልግ ሰዓት እንዲኖር በምንፈልግ ሰዓት ምንድነው የምናደርግ? ማደንዘዣ ነው የምንሰጠው ማለት ነው። ማደንዘዣውን ከሰጠነው በኋላ ነው ከዛ በኋላ። ነው አገግሞ ምን ብሎ ሳያገግም ያው ቀድ ከቀደድነው በኋላ ሰውነቱን የፈለግነውን እቃ የምናወጣ የምናስገባ ማለት ነው። ከዛ በኋላ መልሰን የምንሰፋው ከዛ በኋላ ከትንሽ ደቂቃ በኋላ ያ የደነዘዘው ሰው ይነቃል ማለት ነው። እና እንደዛ ነው መንገዱ እንደዛ ነው ሂደቱ ማለት ነው። እና ማደንዘዝ የሚወድ አብዛኛው ጊዜ ዶክተር ነው። ዶክተር ያው እንትኑን ፔሸንቱን ምን ያደርጋል ያደነዝዛችኋል? መኪና እንትን በስሪንጅ በመውጋት ሊሆን ይችላል ከኒና በመስጠት ሊሆን ይችላል። እንዲሁም ደግሞ የተለያዩ የማደንዘዣ መንገዶችን በመጠቀም ብቻ። እንትኑን ታካሚውን ምን ያደርገዋል ያደነዝዘዋል ማለት ነው። እና አብዛኛው ጊዜ ማደንዘዝ የሚወደው ዶክተር ነው ማለት ነው። እንጂ ያው ዝም ብሎ ተራው ሰው ማደንዘዝ አይወድም። ተራው ሰው የሚወደው እነማን ነው? ማደንዘዝ የሚወደው ምን አይነት ሰው ነው? ሌባ የሆነ ከሆነ ነው ማለት ነው። ሌባ ሰው ያደነዝዛል እንዲሁም ደግሞ ፍቅረኛን ማፍቀር የፈለገ ሰው ያደነዝዛል ለማለት ነው። አመሰግናለሁ ያለኝ ይሄ ነው። ቻው

የጎረቤቶችህን ድምጽ ትሰማለህ? አዎ የጎረቤቶቼን ድምጽ እሰማለው የጎረቤቶቼን ድምጽ በተለይ የተለያየ ነገር እያረኩኝ ለማዳመጥ እሞክራለሁ ማለት ነው እነሱ አብዛኛው ጊዜ ጎረቤቶቼ ያወራሉ ብዙ ነገር ያወራሉ ነገረኛም የሆኑ ጎረቤቶች አሉኝ አንዳንዴ እነሱ የሚያወሩትን ነገር ስለኔ ያሰቡትን መጥፎ ነገር እየሰማሁ ምን አደርጋለሁ ያው ለመክሰስ ይመቸኛል ማለት ነው እና ጎረቤቶቼን በዚህ መልኩ ነው እኔ የማስተናግዳቸው ማለት ነው ጎረቤቶቼ ምን ማለት ናቸው ለኔ ብለን በምናይ ሰዓት ጎረቤቶቼ አንዳንድ ጎረቤቶች ጥሩ የሆኑ ጎረቤቶች አሉ አንዳንዶች ደግሞ መጥፎ የሆኑ ጎረቤቶች አሉ ማለት ነው ጥሩ የሆኑ ጎረቤቶች በብዛት ብዙም አይጨቃጨቁም ካንተ ጋር አይሰዳደቡም እንዲሁም አይደባበሩም የተለያየ ነገር አያደርጉምና ጥሩ ናቸው መጥፎ የሆኑ ጎረቤቶችን በምናይ ሰዓት ግን መጥፎ ብቻ ነው የሚጠቡ ሌላ ነገር አያውቁም ሊማቱ ሁላ ይችላሉ ሊሳደብ ይችላሉ ከኋላ ሆነው ደግሞ ብዙ ነገር ሊሉ ይችላሉ ሳታውቀው ብዙ ነገር ያደርጉብሃል እንዲሁም ደግሞ አንዳንድ ጊዜ እቃህን ሊሰርቁ ይችላሉ ድምፃቸው ደግሞ ሁሌ ይሰማል የሚናገሩት ነገር የሚጨቃጨቁት ነገር ሁሌ ይሰማል እና ሲናገሩ እየጮሁ ነው ጎረቤት አለ ዝም እንበል ምን እንበል የሚባል ነገር የለም ዝም ብለው ይጮሃሉ ምን ይላሉ ሰውን ይረብሻሉ እና እንደዚህ አይነት ነገር ስላለ የው ድምፃቸውን መስማት ያስጠላኛል ማለት ነው እና ጎረቤቶቼ በጣም ነው የምጠላቸው በፊት አሁን ቤት ለቅቄ ነው እንጂ ቤት ሳለቅ በፊት ጥሩ ጎረቤቶች ነበሩኝ በጣም አሪፍ የሚባሉ ጎረቤቶች ነበሩኝ እነሱ ጎረቤቶቼ በብዛት እንተጋገዛለን እየተቻቻልን ነበር የምንኖረው ግን አሁን ግን እነዚህ መጥፎ ጓደኞች ሆኑ

ዜናውን ከየት ታገኛለህ ዜናን ከብዙ ቦታ አገኛለሁ ከብዙ ምንጮች አገኛለሁ ማለት ነው። ዜናን ከማገኝበት መንገድ ውስጥ አንዱ ያው ስልኬ ነው ስልኬን በመጠቀም የተለያዩ ቦታዎች የተለያዩ ሀገራት ላይ የሚለቀቁ የሚፖሰቱ ነገራቶችን በመተግበሪያ በመግባት ለምሳሌ በትዊተር በኢንስታግራም በፌስቡክ እነሱን በመጠቀም ምን አደርጋለሁ የተለያዩ የሆኑ ዜናዎችን አነባለሁ ማለት ነው። እንደዛ እያደረኩ ነው ጊዜን የማጠፋው ዜናን የማገኘው ማለት ነው። አንዳንድ ጊዜ ደግሞ ከቲቪ ቀጥታ በቴሌቪዥን በዜና የሁለት ሰዓት ዜና የአንድ ሰዓት ዜና የሚባል አለና እሱን በመከታተል ዜና እከታተላለሁ ማለት ነው። እንዲሁም ደግሞ በጋዜጣ ሊሆን ይችላል ጋዜጣ አሁን ላይ የለም። እንጂ በፊት በምንድነው ዜና የምናነብ የነበረ በጋዜጣ ነው። በጋዜጣ ስል በመጽሄት ማለት ነው። እና በመጽሄት ያለውን ነገር ነበር አዳዲስ ሲመጣ ጠዋት ጠዋት አዳዲስ ጋዜጣ ይመጣልናል አዳዲስ ዜና እየተባለ ያን ዜና ምን እናደርጋለን ያን ጋዜጣ በማንበብ ዜና እንሰማለን ማለት ነው። ዜና እናነባለን እና እንደዛ ነው የነበረ ጊዜው ማለት ነው። የትውልድ ጊዜው ያለፈው ጊዜ በዚህ መልኩ ነው ዜና ስናነብ የነበረ አሁን ግን ሁሉም ነገር ስለተመቻቸ በስልካችን ማንኛውንም ዜና እናገኛለን። በስልካችን በፌስቡክም ሊሆን ይችላል በትዊተር በዋስአፕ ዜናዎችን ምን እናደርጋለን ጆይን በማድረግ በመቀላቀል የዜና ቻናሎችን የፈለግነውን ነገር መከታተል እንችላለን ማለት ነው። የፈለግነውን ዜና ምንም ነገር ሳናጓድል ምንም ሳያመልጠንና አንድ ዜና ራሱ ሳያመልጠነ ሁሉን ትክክለኛ በሆነ መልኩ እናገኛለን ማለት ነው። እና በጣም ደስ የሚል የሆነ የመረጃ ሂደት ነው ማለት ነው። እንዲሁም ኑሯችንን ቀለል አደረግልን ጊዜያችንን ቆጠበልን ማለት ነው። እንደዚህ ዜና በምንቀጣጠልበት ሰዓት እና ዜናን አብዛኛው ጊዜ ከብዙ ምንጮች ይገኛሉ እንዲሁም ደግሞ ዜና ከሰው ይገኛል። ለምሳሌ ወረኛ የሆነ ሰው ወረኛ የሆነ ጓደኛ ካለና ሁሌ አራዳ የሚውል ጓደኛ ካለነ እና ይኸው ዜና ይሰማል ማለት ነው። ያን ዜማ ያን ዜና መጥቶ ለኛ ይነግረናል እንዲሁም ደግሞ ወረኛ የሆነች ሴት ካለች ወረኛ የሆነች ሚስት ካለች እና ያው ከሰፈሩ ትሰማና እንደዚህ እንደዚህ ሆኗል ብላ መጣ ለእኛ ልትነግርህን ትችላለች ማለት ነው። እና አብዛኛው ጊዜ ደግሞ ከሰው ይሰማል ማለት ነው። ሰው ሲያወራ ያነበበውን ምን ያህል ነገር ያወራል በዛ ሰዓት በሚያወራ ሰዓት እኛ ምን ዜና እንሰማለን ማለት ነው። አዳዲስ ነገራቶችን መስማት እንችላለን በዚህ መልኩ ለማለት ነው። እና ያለኝ የሄ ነው። አመሰግናለሁ

የስራ ቦታ ደህንነት እንዴት ነው የስራ ቦታ ደህንነቴ በጣም የሚያምር ደስ የሚል የስራ ቦታ ደህንነት ነው ያለኝ እና። እንዴት ነው የማደርገው ስራ ቦታ በምህድ ሰዓት እጫወታለሁ እደሰታለሁ ከጓደኞቼ ጋር ከባልደረቦቼ ጋር በመሆን የተለያዩ ነገራቶችን እናደርጋለን እና ጊዜያችንን እናሳልፋለን። በስራ ቦታ ላይ ብዙ የሚደረጉ ነገራቶች አሉ። ስራ ይሰራሉ እንዲሁም ደግሞ ምግብም ደግሞ የሚበሉ አሉ በምሳ ሰዓት። የተለያዩ የሆኑ ፋይሎችን በማገላበጥ እንዲሁም ደግሞን ደንበኞችን በማስተናገድ ምን እንደሚፈልጉ በመጠየቅ ወደ ምን እንደሚሄዱ በመጠየቅ። እንዲሁም ደግሞ ምን ያህል መጠን በምን ያህል ፐርሰንት እንደሚወስዱ ለሽያጭ እንደሚፈልጉ ይሄን ሁሉ ነገር ምን ማድረግ አለብንና መጠየቅ አለብንና ማለት ነው። እና ሁሉን ነገር ጠይቀን ነው ለግዢ የሚፈልጉትን ነገር የምንሰጣቸው ማለት ነው። እና የስራ ቦታ ደህንነት በጣም ደስ የሚል የተረጋጋ የሆነ ቦታ ነው። ያለኝ ቀዝቃዛ የሚባል የአየር መጠን ነው ያለኝ። ደስ የሚል የአየር መጠን ነው ያለን ማለት ነው። እና ብዙ ስራዎችን ለመስራት ያስችለናል በዛ። በዛ ይሰራ ቦታ ላይ ማለት ነው። እና ብቻ ያው ደስ የሚል ጊዜ ነው እያሳለፍኩ ያለ። እኔ የባልደረቦቼ እንዲሁም የተለያየ ያንን ሰው ደስ የሚል ጊዜ እያሳለፍነ ያለ ማለት ነው። በዛ ሰዓት እና ያው እናንተም ደግሞ ያው ደስ የሚል ጊዜ ለማሳለፍ ከፈለጋችሁ ያው ትግስት ያስፈልጋል። ስራ ቦታ ላይ በምትሆኑ ሰዓት ያው አለመጨነቅ አለመደበር አለመተክዝ። ምንድነው? ማድረግ ያለባችሁ መጫወት መሳቅ። እንዲሁም ደግሞ ከጓደኞቻችሁ ጋር ሆናችሁ የተለያየ ነገር ማድረግ እንደዚህ ነው ማድረግ ያለባችሁ ማለት ነው። እንጂ ያው መተክዝ ማዘን። በስራ ሰዓት በስራ ቦታ ላይ ያው ትርጉም አይሰጥም ማለት ነው። ትልቅ የሆነን ችግር ነው የሚያመጣ። ትልቅ የሆነን የራስ ጥላቻ የስራ ስራችን እንዲሰለቸን ስራችንን እንድንጠላው ነው ሚያደርገንና። ያው መጠንቀቅ አለብን ለማለት ነው የፈለኩት ያለኝ ይሄ ነው ሀሳቤ ይሄ ነው አመሰግናለሁ።

ጠዋት በስራ ምን ታደርጋለህ ጠዋት ጠዋት አብዛኛው ጊዜ ስራ የምሰራ የተለያየ የሆነ የኩባንያ ስራ አለኝ ያን በመሸጥ ነው የምተዳደረው እና በስራ ሰዓት ብዙ ነገራቶችን አደርጋለሁ ከደንበኛ ጋር በመገናኘት የሚፈልጉትን እቃ በማምጣት። ምን ደግሞ እንደሚያስፈልጋቸው ወደፊት ደግሞ የሚያዙኝን ነገር እንዲሁም ደግሞ የተለያዩ ነገራቶችን አደርጋለሁ ማለት ነው። በስራ ሰዓት እና ይኸው አንድ ጊዜ አንድ ነገር ብቻ አደለም የማደርግ የተለያዩ ነገራቶችን ከጓደኞቼ ጋር እሰራለሁ። በብዛት የምሰራቸው ስራዎች ከጓደኞቼ ጋር ከባልደረቦቼ ጋር ምንድነው? በስራ ሰዓት ወይም ደግሞ ጠዋት ተነስተን የምናደርጋቸው ነገራቶች። መገናኘት ከተገናኘን በኋላ እጃችንን መጨባበጥ መተቃቀፍ እንዲሁም ደግሞ የሚፈልጉትን ነገራቶች እየተጠያየቅን አዳራችን እንዴት እንደነበረ ዛሬ ደግሞ በምን እቅድ እንደምናሳልፈው በምን ሁኔታ እንደምናሳልፈው። የተነጋገርነ ማሳለፍ ማለት ነው እንደዚህ ነው የምናደርግ እኛ አብዛኛውን ጊዜ ማለት ነው። ስንገናኝ ከባልደረቦቼ ጋር አንዳንዴ ደግሞ ያው ብቻዬን የምኸድበት ሰዓት አለ። ወደ ስራ ባልደረቦቼን ጥዬ ያው ባልደረቦቼ በታክሲ የሚሄዱ ከሆነ እኔ በባስ ነው የምሄድ። በታክሲ ከሄድኩኝ ያው ብር ምናምን ነገር ስለሚያንሰኝ ያው የደሞዝ የደሞዝ ተከፋይ ስለሆንኩኝ የመንግስት ተከፋይ ስለሆንኩኝ በወር አንዴ ብቻ ደሞዝ ስለማገኝ። ያው በባስ ነው የምሄድ ማለት ነው እና እነሱ ቀድመውኝ ነው የሚደርሱ እኔ ደግሞ ትንሽ ዘግቼ ነው የምገባው። እና ብዙ ልዩነት አለነ ለማለት ነው። እኛና እሱ። አንዳንዴ ደግሞ ያው ምን ላደርግ እችላለሁ ቡና እየጠጣሁ እጠብቃቸዋለሁ ማለት ነው። ጠዋት ተነስቼ የሆነ ቦታ ላይ በመኸድ የሆነ አሪፍ ቦታ በመግባት እንዲሁም ሻይ ቤት በመግባት ቡና እየጠጣሁ እጠብቃቸዋለሁ ማለት ነው። እነሱ ከመጣሁ በኋላ ያው ከእኔ ጋር ቡና ይጠጣሉ። ወይም ደግሞ ያው እስኪጨርስ ጠብቀው ወደ ስራ አብረን እንሄዳለን እና አብዛኛው ጊዜ የምናደርገው ነገር ተገናኝተን ተጨባብጠን በቀጥታ ወደ ስራ መድ ነው ማለት ነው። እንደዚህ አይነት ነገር ነው አብረን የምናደርግ በብዛት ማለት ነው። አንዳንዴ ደግሞ ያው ምን እናደርጋለን ይኸው ከስራ በፊት የሆነ መናፈሻ ቦታ እንሄዳለን። ለምሳሌ ስራ ሁለት ሰዓት ከሆነ አስራ ሁለት ሰዓት ላይ ተገናኝተን የሆነ ደስ የሚል ቦታ የሚያናፍስ ቦታ በመሄድ ትንሽ አእምሮአችንን አናፍሰን እረፍት አድርገን ደስ የሚል ጊዜ። ስፖርት ሰርተን ሊሆን ይችላል። እንዲሁም ደግሞ ጅሞችን ሰርተን ክብደት አንስተን ሶምሶም አሩጠን ከዛ በኋላ ሻወር ወስደን ምግብ በልተን ያው ሰውነታችንን አቀዝቅዘን ወደ ምን እንሄዳለን። ወደ መስሪያ ቤት እንሄዳለን ማለት ነው በዛ ሰዓት ንቁ ንቁ ንቁ ሆነን እንድንሰራ ያስችለናል ማለት ነው። እና እንደዚህ አይነት መንገድ እንጠቀማለን እኔና ባልደረባዬ ማለት ነው በብዛት። አንዳንዴ ደግሞ ያው ሰዎች አሉ ለምሳሌ ከባድ የሚባሉ ሰዎች አሉ ምንድነው? የሚያደርጉ አስራ ሁለት ሰዓት ይነሱና ቀጥታ ወደ ስራ ይሄዳሉ። ራሳቸውን አያማሙቁም ወይም ደግሞ ስፖርት አይሰሩም ቀጥታም ወዴት ነው የሚሄዱ ወደ ስራ ነው የሚሄዱ እና እንደዛ መሆን የለበትም። አስራ ሁለት ሰዓት ተነስተን ወደ ስራ የምንሄድ ከሆነ ዝም ብለን የስራ ታታሪ ነን ብለን አስራ ሁለት ሰዓት ተነስተን የምንሄድ ከሆነ ያው እንጎደልን ማለት ነው። ምክንያቱም ቀኑን ሙሉ ሰውነታችን ደክሞ ስለሚወል። እረፍት ስለማናገኝ ያው እንቸገራለን ማለት ነው። ያ እንዳይሆን ምንድነው ማድረግ ያለብነ? ጠዋት ትንሽ ተረጋግተን አእምሮአችንን አረጋግተን ሰውነታችንን አረጋግተን እንዲሁም ደግሞ በሰአቱ ብቻ መገኘት ነው ያለብን እንጂ ከሰአቱ በፊት ወይም ደግሞ በኋላ መሄድ የለብንም ብዬ እመክራለሁ ማለት ነው። ያ ከሆነ ሌላ የድካም ስሜት ሊፈጥርብን ነው ይችላል ልንታመም እንችላለን እና ልንደክም እንችላለን ስልቹ እንሆናለን። የዛን ጊዜ ስራ ልንለቅ እንችላለን ማለት ነው። ያ እንዳይሆን ያው እኛ ምንድነው? ማድረግ ያለብነ መረጋጋት በሰአቱ ሁለት ሰዓት ሲል መህድ ነው ያለብነ ማለት ነው። እንደዛ ካልሆነ ትልቅ የሆነ ችግር ይፈጠራል። የስራ ባልደረባዬ ሴት ናት ሴት ናት ወይስ ወንድ ናት? ብለን በምንጠይቅ ሰዓት የኔ ስራ ባልደረባ በተለይ የኔ ሴት ልጅ ናት ወንድ ናት ወንድ ናት ይቅርታ ወንድ ናት የስራ ባልደረቤ። ወንድ ነውና ያው ከእሱ ጋር ብዙ አይነት ቦታዎች እንሄዳለን ኳስ እንጫወታለን እንዲሁም። የጠቀስኳቸውን መጀመሪያ የጠቀስኳቸውን ሁሉን ነገር አብረን ነው የምናደርጋቸው አብረን ነው የምንዝናናው ማለት ነው። እና ይኸው ስራ እኩል ነው የምንገባ። ምሳ ሰዓት ስንወጣ እኩል ነው የምንወጣ። ለምሳ እኩል ነው የምንወጣ ለራት ደግሞ እንዲሁም ስራ ጨርሰን ስንወጣ። ይኸው ተጠባብቀን ነው መጀመሪያ ልንወጣ ስንል ተጠባብቀን ነው የምንወጣ እዛ በኋላ ይኸው እንሄዳለን ማለት ነው የምናደርገው ነገር። ነገር ሁሉ እኩል ነው ማለት ነው እና ማለት የምፈልገው ነገር ይሄ ነው አመሰግናለሁ